የፀሀይ መውጣትን ታያለህ? አዎ የፀሀይ መውጣት እንግዲህ በደንብ ነው የሚያየው ሀገራችን ኢትዮጵያ በዚህ ላይ እንግዲህ እየር ንብረቷ ሁሉ ብዙ መልካም ነውና ከዛ ጋር ተያይዞ እንግዲህ ፀባዮች የአየር ፀባዮች አጠቃላይ የአየር ሁኔታዎች ደስ የሚሉ ናቸው እና አብዛኛውን በትንሽ ቦታዎች እና ሞቃት እና በጣም ቀዝቃዛ አለ እንጂ አብዛኛው ደስ የሚል የአየር ፀባይ ነው ያለው ከዚህ ከአለም ላይ ለየት ያደርጋታል እንዲሁም በዚህ አጋጣሚ እና ስለዚህ ፀሀይ መውጣትን አያለሁ ስትገባ ስትወጣም አያለሁ ደስ የሚል ሁኔታ ያለበት ሁኔታ ነው ያለው ጠዋት ላይ ያው ቀደም ብላ ትወጣለች እንግዲህ እንደ ወቅቶችን ላይ ያያሉ አንዳንድ ጊዜ ያው እንግዲህ ሰአቶች አጭር የሚሆንበት አለ ረጅም የሚሆንበት አሉ ግን ያም ሆኖ ፀሀይ በደንብ ስትወጣ እናያታለን አለን ስትገባም እናያታለን ክረምት ላይ ሲሆን ግን ያው ትንሽ ተለያዩ እንግዲህ ቅዝቃዜ ጋር ተያይዞ ደመናም ስለሚጋርዳቸው ያን ያህል አንዳንድ ቀን ያለመታየት ጉዳይ አለ እንጅ የፀሀይ መውጣትን አጠቃላይ እንግዲህ በጣም በብዙ ከተወሰኑ በጣም ብዙ ወራታችንን እናያታለን እንግዲህ ብዬ ነው የማስበው እና ደስ ይምራል እንግዲህ የሀገራችን የአየር ፀባይ ደስ የሚል ነው።

የምትወደው ቀለም ምንድነው? ያው ቀለማት እንግዲህ እንደ አጠቃላይ በጣም ብዙ ናቸው በጣም ብዙ ህብረ ቀለማት አሉ። እንደ ሀገራችን መገለጫ ተብሎ ብሎም የተለያዩ ታሪካዊ ቅርሶችም የተለያዩ መገለጫ ብለን የመስራት ስጣት ሀገራችን እንግዲህ አረንጓዴ ቢጫ ቀይ የሚለውን ቀለም በብዛት ታዘውትራለች ባንዲራችንም እሱን የሚገልጸውም የአንዳንዱ ቀለማት የራሱ ትርጉም አለው። እንግዲህ እንደ ሀገራችን የተለያዩ መጽሐፍትን በእምነታችን እንደሚያዙና ሀገራችን አረንጓዴ ቀይ ብጫ ለምን እንድትጠቀም ራስ የቻል ትርጉም አለው። እና አረንጓዴ ቢጫ ቀይ ቀለም በጣም ነው የምወደው። እኔ ደስ ይለኛል ሳየው ህብረ ቀለም ሀገሬን ሀገሬን ይመስለኛል እንግዲህ በአጠቃላይ እነሱ ቀለማት ነው ሲሰደባለቁ በተለያዩ ቀለማቶች እየፈጠሩ የምናያቸውን የተለያዩ የሆኑ ነገሮች የሚሰጡን ነው እና አረንጓዴ ቢጫ ቀይ የተለያዩ ቀለማት እነዚህ ቀለማት ደስ ይሉኛል የሀገራችንን በባንዲራም ወክለው የምናያቸው ናቸው። በተለያየ ነገሮች የምትጠቀምባቸው ናቸው እና አረንጓዴ ብቻ ቀለም በጣም ደስ ከሚል ቀለማት ውስጥ እወዳቸዋለሁ እነሱን ቀለማት አጥብቄ ነው የምወዳቸው ደስ ይሉኛል።

ጭንቀት ሲሰማ ምን ታደርጋለህ? ያው ጭንቀት ሲሰማኝ እንግዲህ የማደርገው የመጀመሪያው ደረጃ እንግዲህ የአንዳንድ ሰው የተለያየ ቀን የተለያየ በተለያየ ሰዓት የሆነ የሚገጥመው ነገር አለና ስራ ሲበዛበት የተለያየ ነገር በቃ የሚያስጨንቀው በሀዘንም በደስታም የሆነ ጭንቀት አለና። ጭንቀት ተያይዞ እንግዲህ ጭንቀት ሲሰማ የሚያደርገው የመጀመሪያው ደርጃ ጸሎት ማድረስ ነው። ያው እንግዲህ የፈጠረኝ አምላክ አለ ወደ አምላካችን ሁላችንም የፈጠረን አንድ አምላክ አለ። እና እያንዳንዱ በምናምነው እምነት እንግዲህ ከዛ ጋር ጸሎት አደርጋለሁ ከጸሎት በኋላ እንግዲህ ያው ትንሽ የመረጋጋት የህሊና እረፍት ምናምን ያደርጋልኝ ይኖራል ብዬ ተስፋ አደርጋለሁ። እያየንበት ስለሆነ ነው እንግዲህ የመጀመሪያው ደረጃ እሱን ነው። ከዛ ቀጥሎ ደግሞ አንዳንድ የማደርጋቸው ነገሮች ይኖራሉ። ያው ልክ ለሰው ሰራሽም ሆነ እንግዲህ በተፈጥሮ የምናያቸው ነገሮች እነሱ ወደ እነሱ ቦታ ሄዶ የተለያዩ ነገር እንደ መዝናናት ነገሮች የተለያዩ ከሰው ጋር ተገናኝቶ ማውራት ጭንቀት ማካፈል እሱ ነገሮች ተለያይ አጋዥ ነገሮች መፈለግ። እሱም ጭንቀትን ትንሽ የተወሰነ ያረጋገዋል ያው ሙሉ በሙሉ ባይቀንሰውም ግን የተወሰነ እፍታ የሆነ እፍታ ነው የሚኖረው። እና እሱ ጋር ተየይዞ እንግዲህ ተለያዩ መንገዶች እጠቀማል

ምን ያህል ጊዜ ስብሰባ ታደርጋላችሁ ለሚለው ጥያቄ እንግዲህ እንግዲህ ስብሰበ በጣም ወሳኝ ነው። ስብሰበ ማለት አንድን ሀሳብ እንግዲህ ለመወያየት አንድ የተፈጠረ ችግር ለመፍታት አንድ ነገር ለሰዎች ለማድረስ ሲስታሰብ ስብሰባ አስቸኳይ ምሆንበት ጊዜም አለ እንግዲህ በጣም እንግዲህ አንገብጋብ የሆነ ነገር ሲኖር በጣም የሚያስፈልግ ነገር ሲኖር ስብሰባ ይደረጋን እንግዲህ ስብሰባ ከትንሽ ጀምሮ እስከ ትልልቅ ስብሰባዎች አሉ ለምሳሌ እንግሊዝ እኛ በብዛት ነው የምናቆም ለየት ተሰበሰቡን። ሰው ጋር እንግዲህ ስንገናኝ በተለይ ማታ ማታ ላይ የእራት ጊዜ ማታ ላይ አንዳንድ ሰዓት ተሰባስበን የሆነ ሻይ ቡና ምንልበት ሰዓት ከርስዎ ጋር ስለ ስራ ስለ እቅድ ስልተለያዩ ነገሮች እናወራለን። ከዚህ ጋር ተያይዞ ተለያይ ፕሮግራሞችን እናወጣለን የቀናው በኋላችን ምንድን ስራ ሁኔታችን አጠቃላይ ያለው ሁኔታ እያወራን ያው የምናመሽበት ነው። እና ስብሰባ ምን ያህል ጊዜ ታደርጋላችሁ? የሚለው እንግዲህ ያው እንግዲህ በተቻለን ሰዓት እናደርጋለን። ያው ከደከመን እንተኛለን እዛ ውጪ ግን ያው ሰው ሰብለን አንዱ ቡና ቢፈላ እዛ ጋር ሰምሰም ላይ ያለው ነገር እንዋያለን ሁሌ ሊሆን ይችላል። ግን በቃ የምናደርግበት ሰዓት ብዙ በጣም ብዙ ሰዓት እንዳለ ነው እንግዲህ የማውቀው

የስራ ልብስ ትለብሳለህ ለሚለው ጥያቄ ደግሞ አዎ እንግዲህ የስራ ልብስ ራሱን ችሎ ያስፈልገዋል በደንብ ነው የሚያስፈልገው። ልብሳችን እንግዲህ የተለያየ አይነት ይኖራቸዋል የስራ ልብስ የበአል ልብስ ወደ መንገድ ስንወጣ ወደ ከተማ ስንወጣ ወደ ተለያዩ ሰዎች ጋር ስንገናኝ። ለስራ አጠቃላይ ሙያው የሚያዘውን ራሱን የቻለ የደንብ ልብስ አለና እንግዲህ የስራ ልብስ ማለት አብዛኛው ያው እንግዲህ ለኛ የሚመቸነ ያው ቆሻሻዎች የሚጨርምህ ስራ በምሰራበት ጊዜ በተለይ እንደዚህ ከተለያዩ ጉልበት ስራና የሆነ የጉልበት ስራ የሚጠይቁ ከበድ ያሉ ስራዎች ከሆኑ እነሱ በጣም የሆነ ልብስን የማቆሸሽም ባህሪ ስላላቸው የራሳቸውን የስራ ልብስ አላቸው። ሌሎች ደግሞ እንግዲህ ቁጭ ብለው የምንሰራት በመስመር ላይ ያሉ ስራዎች። በተለይ መድረኮች ላይ የሚሰራ ስራዎች በመስመር ላይ የሚሰራ እነሱ ችግር የለውም የፈለግነው ብንለብስ። ያው ግን ራሳችን ችለን ልክ እንደ ቢሮ አይነት ስራ ቁጭ ብለን ብንሰራ ለስራው ያለን ፍላጎት ትልቅ ይሆናልና። ያው የስራ ልብስ ግን አብዛኞቹ እንደ ኢትዮጵያ በጣም አብዛኞቹ ጉልበት የሚወዱ ስራዎች ናቸው እና አቧራ ፀሀይ ሙቀት የተለያየ ነገር ስለሚኖር እሱን መርጠን ነው የምንለብሰው። ከሱ ጋር ተያይዞ እንግዲህ እኔም የራሴ ለብስ የምላቸው የተለያዩ ልብሶች አሉኝ

ማህበራዊ ሚዲያ ትጠቀማልህ? አሁን እንግዲህ በዚህ ሰዓት አብዛኛው ህዝብ የሚባለው የአለም ህዝብ ማህበራዊ ተጠቃሚ ነው። ከዚህ ሁሉም ህዝብ እንግዲህ እኔም አንዱ ነኝ። የተለያየ ማህበራዊ ሚዲያዎችን እጠቀማለሁ የተለያዩ መሳሪያዎችን እጠቀማለሁ ለስራየም የተለያዩ ከሰዎች ጋር ለመገናኘትም ሁሉን ነገር ያለውን ነገር እንግዲህ። ማህበራዊ ሚዲያ ግድ ነው መረጃን እያየን ነው ሁላችንም የምንሰራው ቢሆን ተላይ መረጃዎችን ከሀገር ውስጥ ጀምሮ እስከ ውጭ አለማት ያሉ ምን ተፈጠረ ምን ተካሄደ በቀን ላይ ምሽት ላይ እያንዳንዱ ሰዓት አለም እንዴት አደረች በሃያ አራት ሰዓት ውስጥ። ምን ላይ አለ ስለተለያየ ስለ ንግዱ ስለ አጠቃላይ ስለ ሰው ደህንነት። ነገሮች ስለ አዲስ ነገሮች ምን ላይ እንዳሉ የምናየው እንግዲህ በማህበረ ሚዲያ ነው አብዛኛው ገጾች የምናያቸው። ማህበራዊ ሚዲያ እንግዲህ በአሁኑ ሰዓት ያው እንግዲህ በጣም ቅርብ የሆነበት እና በቀላሉ እንኳን በኪሳዊ በኪስ በይዘናቸው ስልኳቻችን ተጠቅመን በእጅ ስልኳቻችን ተጠቅመን የተለያየ መረጃዎች የምናይበት ሁኔታ ነው አለ። እና እዚጋር አያይዞ ግን ማህበራዊ ሚዲያ በጣም እጠቀማለሁ እኔ ከምንም በላይ እጠቀማለሁ። የተለያይ መረጃዎችን አያለሁ ጠቃሚ ነገሮችን አነሳለሁ ያው ደግሞ አንዳንድ መረጃችንም ስለሚለቀቁ እነሱን ደግሞ የመጣው ሁኔታ አለ ለይቶ ማየት ሁኔታ ነው። ያለው

ፎቶዎችን የት ታስቀምጣለህ? ያው እንግዲህ ፎቶ ማለት ደስ የሚል ነገር ነው ፎቶ እንግዲህ ከፊት አንስቶ ከልጅነት ከህፃን አንስቶ እስከ ትልቅ የሚሆን ፎቶ ያስፈልግናልና ያው እንግዲህ ፎቶዎች ማለት ፎቶ ማለት እንግዲህ እንደ አጠቃላይ ማስታወሻ ነው። እያንዳንዱ የጊዜ ሁኔታዎችን የሚያሳይ ነው ተለያዩ ቦታዎችን፣ የጉብኝት ቦታዎችን፣ የእምነት ቦታዎችን፣ አጠቃላይ ገጽታ ነው እንግዲህ አንድን ሰው የሚያሳይ ነው ተለያዩ ቦታዎች የሚያሳይ ነው እና ፎቶዎች እንግዲህ የተለያዩ ጉዞ በመድብር ሰዓት በተለያዩ ቤተ እምነቶች በመድብር ሰዓት እንደዛ ለበረከትም ለመሳተፍ በትምህርት ሰዓት ባለውበት ሰዓት እንዲሁም ቤት ቁጭ ብዬ ነፋሻማ ቦታ ተለያዩ መልካም መድሮች ቦታዎች በምሄድበት ጊዜያት ፎቶ እነሳለሁ። የፎቶዎችን አነሳለሁ እንግዲህ የማስቀምጠው እንግዲህ ሁል ጊዜ በማገኝበት ቦታ የማይጠፋ ተለያዩ ትውስታዎች ስላሉት እንግዲህ ጎግል ድራይቭ ላይ የማስቀምጠው እሱ ጎግል ድራይቭ ላይ ሲቀመጥ በኢሜል ላይ ነው የሚቀመጠው በአየር ላይ ነው የምቀመጠው እና መቼም የማይጠፋን የይለፍቃልንና ኢሜሌን እስካስታወስኩት ድረስ በዚያ ገጽ እስከፈለኩ ሰዓት ማግኘት እችላለሁ እና በጥንቃቄ ማስቀምጣቸውን በተለይ አሪፍ አሪፍ ይገልጹኛል የምላቸውን ፎቶዎች አዚያ ጋር

በእጅ መሸመን በእጅ መሸመን ታውቃለህ ለሚለው ጥያቄ እንግዲህ መሸመን ማለት ወይ መሸማ መስራት የተለያዩ ሰዎች መስራት በኢትዮጵያ በጣም የታወቀ። የእጅ ሙያ ነው የእጅ ጥበብ ነው ድሮ አባቶቻችን የተለያዩ ልብሶችን የሚሰሩት የተለያዩ የሚለብሷቸው ልብሶችን የሚሰሩት በእጃቸው ነው። አሁንም ድረስ ይህ ነገር አለ እንግዲህ ደስ የሚለው ነገር የተለያዩ ሀበሻ ልብሶች አሉ የኢትዮጵያ ልብሶች የኢትዮጵያ መገለጫዎች አሉ። ከዚህ ጋር አያይዞ ደግሞ የተወሰኑ ሰዎች ተለያዩ ነገሮችን እየሰሩ ይለብሳሉ የተለያዩ ሰዎችን እያስጌጡ እያስጌጣሉ ብሎም ለአለም የሚበረበት የሚበረከትበት ነገር አለና። እና ከዚህ ጋር እያይዞ እንግዲህ ይሄን ነገር መሸመም ወይም ወይም አልለመርኩትም የጥበብ ልንለዋን እንችላለን እሱን አልለመድኩትም እንግዲህ እንደ አጋጣሚ ሆኖ ያው አዛኙ ሰዓት የምናሳልፈው ትምህርት ነው። እሱ ምን ነው? ግን እንግዲህ እስካሁን ድረስ ሙያውን አልለመድኩትም ሙያውን ብለምደው ደስ ይለኛል የገበያ ምንጭ ነው ጥበብ ነው ደስ ይላል የጅሙ ያስደስታል ሲሰሩት ሲሰሩት ደስ ይላለኝ ይመርካል። ግን አሁን ላይ ምንም አልቻልኩትም እስካሁን ድረስ። ይው ለቪዲዮ ለወደፊቱ እንግዲህ ልችለው። ሙያውን ፍላጎት ካለኝ መስራት እችላለሁ። እስካሁን ባለው መረጃ ግን እስካሁን ባለው ሁኔታ እንግዲህ ይኸው ገና ከትምህርት አለም ጋር የተያዝኩ ስለሆነ። አስክ አሁን መስራት አልቻልኩም

ጾም ትጾማለህ? ለሚለው ጥያቄ ደግሞ እንግዲህ ጾም ማለት እንግዲህ አንዱ የእምነታችን መገለጫ ነው። እምነታችን እያንዳንዱ ሰው ያው እንግዲህ ሁሉም ፈጣሪ አለ ብሎ ያምናል አንድ ፈጣሪ አለ ብሎ ያምናል እንግዲህ ሁሉም ሰው የሰው ልጅ ዘር የሆነ የሰው ልጅ ዘር የሆነ ሁሉ። ከዚያ ውስጥ ደግሞ እንግዲህ የሚያምንበት የተለያየ እምነት አለ እያንዳንዱ በጣም በጣም ብዙ እምነት አሉና እንግዲህ እያንዳንዱ እሱ የሚያምንበትን እምነት የሚያዘውን መንገዱን ተቀጥሎ ይሄዳል። እኔ እንግዲህ እንደ እምነቴ እንዴ እንደ ኢትዮጵያ ኦርቶዶክስ ተዋር ቤተክርስቲያን። ሰባት አጽዋማት አሉ እንደ መሰረት በቃ እንደ ህግ ተቀመጡ። እነሱ እንግዲህ የተለያዩ ሰዓት ገደቦች አላቸው እንግዲህ እስከ ዘጠኝ ሰዓት እስከ አስራ አንድ ሰዓት እስከ ምሽቱ አንድ ሰዓት። እስከ እንግዲህ እስከ ሁለት ቀን የሚሄድበት አጋጣሚ አለ። እነሱ እነሱ እንግዲህ ህግ ናቸው። እነሱን ተከትለን እንግዲህ በተለያዩ ጊዜያቶች የምንሰራቸው የምንፈጽማቸው አጽዋማት አሉ። ጾም እንግዲህ በጣም ወሳኝነት ነገር ነው ከፈጣሪ ጋር የሚያገናኝ ድልድይ ነው። ለነፍስም ለስጋም በጣም ጠቃሚ ነው። እና ተለያዩ በረከታች የምናገኝበት የተለያዩ መንገዶች የሚቃኑልና የተለያዩ ፈጣሪ ጋር መንገዳችን ቅርብ የምናደርግበት መንገድ ነው። ብዬ ነው የማምነው እና ጾምን የቻልኩት መጠን ጾማለሁ ብዬ አስባለሁ

በእጅ መጽሐፍ ትወዳለህ? አዎ እንግዲህ ጽሁፍ መጻፍ በዚህ አጋጣሚ ሞያዬም ስነ ጽሁፍ ነው። የኔ እንግዲህ የዩቲዩብ ይዘቶዎችን መጻፍ ነው እንግዲህ። በአጠቃላይ እሱነው አብዛኛው ስሜቴ ስለምን ዶክመንታሪዎች እና ታሪክ ላይ መጻፍ ደስ ይለኛል። እንግዲህ በእጅ መጻፍ ማለት ከድሮ አንስተን ከአንደኛ ስንማር እስከ ታላቁ እስከ ዩኒቨርሲቲ ታላላቅ ተቋማት ድረስ የተማርነው በእጃችን መጻፍ አብዛኛውን ሰዓት። ሀገራችን እንግዲህ አብዛኞቹ ሁሉ ነገር በጣም ብዙ ያልተሟሉ ነገሮች አሉን እና እንግዲህ የምንጽፈው ብርን ተጠቅመን በእጃችን ነው የምንጽፈው ከዚህ ጋር አያይዞ እንግዲህ በዚያ ሁሉ አመት እንግዲህ የምጽፈው በእጄ ነው። ከዚያም ቀጥሎ ግን የተሻሉ ነገሮች ደግሞ አሉ። እንደ ዲጂታል ነገሮች እንግዲህ የተለያዩ የኤሌክትሮኒክስ ዕቃውች አሉ ከስልክም ከላፕቶፕም ጋራ አያይዞ ከኮምፒተር ጋራ አያይዞ እንግዲህ እነሱ እነሱ ይረዱናል ግን አብዛኛው ጽሁፍ የሚጻፈው በእጃችን ነው። እኔም እንግዲህ በእጄነው የምጽፈው። በዚሁ አጋጣሚ ደግሞ በግራ እጄ ነው የምጽፈው ግራኝ ነኝ እንግዲህ። በግራ እጄነው መጻፍ የለመድኩት ከድሮ አንስቼ በግራ እጄ በደንብ እጽፋለሁ የምፈልገውን ነገር ያው አነባለሁ እረዳለሁ የፈለኩትን ነገር መጻፍ እችላለሁ።

ስንት? ኢሜል ትልካለህ ለሚለው እንግዲህ ኢሜል ለሚያስፈልግበት ሰዓት ላይ የተለያዩ ስራዎች በምሰራበት ሰዓት ነው እንግዲህ ይሄን ያህል ብዬ መወሰን አልችልም። የሚያስፈልጉበት ሰዓት እንግዲህ እልካለሁ የው እንግዲ ከስራ ጋር ተለያይ ስራዎች ተለያይ ከተለያዩ ባለደረቦዎች ጋር ስንገናኝ። ከተለያዩ ደንበኞች ጋር ስንገናኝ በተለይ በመስመር ላይ ያሉ ስራዎች ስንሰራ እንግዲህ ኤሜል እንላላካለን ያው ያለውን መረጃ እንከፋፈላለን ያው እሱ ያለውን መረጃ ያካፍለኛለ እኔም አካፍለዋለው ያለው ነገር ተወያይተን። በአንድ እንግዲህ እንትን ላይ እንላለን ሌሎችም ሰዎችም መረጃ ስላክ እንግዲህ ጥሩ የሆነ መላኪያ ዛዴም ተብል የምታስበው ኢሜል ነው። በዚያ አንልካለን ሰውየው አይቶ መረጃውን የሚጠቅመው ከሆነ ይመልሳል የመይጠቅመው ከሆነ ያው ላንግባባ እንችላለን። እና ኢሜል እንግዲህ የተለያዩ ሰአቶች የተለያዩ ጊዜያቶች እልካለሁ ከስራው ጋር የተያያዘ በተለይ ከስራው ጋር ተያያዘ ከሆነ ግዴታ ኢሜል መላክ አለብን እና ያው ተዋዉቀን ስራ ያለውን ነገር አጠቃላይ ያለውን መረጃ ተቀያይረን ነው። ወደ ስራው መግባት የምንችለው እና ኢሜሎችን ያው ሰዓት ባልወሰንላቸው በሚያስፈልጉኝ ሰዓት እንግዲህ እልካለሁ ብዬ ነው የማስበው። በተለይ ግዚያአቶች የተለያዩ ኢሜሎችን እልካለሁ

የምትወደው ከተማ የት ነው? ያው እንግዲህ ከተማ ማለት እንግዲህ በአንድ ሀገር በጣም ብዙ ከተሞች አሉ ከትንንሽ ከተማ እስከ ትልልቅ እስከ ዋና ከተማ ድረስ አሉ እንግዲህ በሀገራችን የምወደው ከተማ አለ በውጭም ይኖራል እንግዲህ እንደ ሀገራችን የምወደው ከተማ የመጀመሪያው ደረጃ ከተማ እንግዲህ አዲስ አበባ ነች አዲስ አበባ እንግዲህ ኢትዮጵያ ዋና ከተማ ነች ብሎም ያለ የአፍሪካ የብዙ ነገር መቀመጫዎች ናት የብዙ ነገር መስሪያ እናት የብዙ ነገር መሰብሰቢያ ነች ሀገራችን አዲስ አበባ የተለያዩ ብሄር ብሄረሰቦችን አምቃ ያዘች ብዙ ሰዎች የሚኖሩባት ዉብ የሆነች ከተማ ናት እንግዲህ እሷ አዲስ አበባ በጣም እንደ የምትል ነች የስራ ዘርፋ አጠቃላይ ከተማ እድገትም አሁን ላይ በጣም እያደገ ነውና የእንግዲህ የአፍሪካ ህብረት መቀመጫ ናት ትታወቃለች እና አዲስ አበባ በጣም ደስ ትለኛለች። ከዚህ ቀጥሎ ደግሞ እንግዲህ ወደ ክልል ላይ ስንመጣ ደግሞ ዝቅ ወዳሉም ወደ ባህር ዳር ከተማ እሷም ይለኛል ባህር ዳር መቀመጫዋ ደስ ይላልኝ አጠቃላይ በውሃ የተከበበች እንደ ደስ ልክ እንደ ደሴት አይነት ስለሆነች ከተማዋ ደስ ትላለች ለስራ ሆነም ተለያዩ ለውጭ ቱሪስቶች መጥተው የሚያርፉባት ባህር ዳር በጣም ይመርጧል። ባጠቃላይ መልካ ምድሯም ደስ ስለሚል አየር ፀባዩ ሁሉ መልካም ስለሆነ ደስ ትላለች እንደ መጀመሪያው ደረጃ አዲስ አበባ ባይሆንም ሁለተኛ ደግሞ ባህርዳር በጣም ደስ የምትለኝ ከተማ ነጭ

ሳንቲም ታቆጥባለህ? አዎ እንግዲህ የሰው ላይ የመጀመሪያ ደረጃው እንዲሁም ከስራው በላይ የቁጠባ ባህል ማዳበር አለበት። እና ያው የፈለገውን ያህል ገቢ ቢያገኝ ካልቆጠበው በተለያዩ ነገር ዝም ብሎ የሚያበክነው በሆነው ባልሆነው ወጭ የሚያስፈልገው በማያስፈልገውም ወጭ የሚያወጣ ከሆነ ዞሮ ዞሮ ያው ኪሳራ ነው የሚሆነው። እና እኔም በቻልኩት አቅም እንግዲህ ገቢየ ቢኖርም የተለያየ ትንሽ ገቢ ቢኖረኝም የማወጣቸውን ወጪዎች በጣም አስፈላጊ በጣም አስፈላጊና አስፈላጊ ለሆነ ሁኔታዎችን የማወጣቸውን እንጂ እንግዲህ በማስፈልግ በጣም ያን ያህል አስፈላጊ በማይባል ሁኔታዎች የማውጣበት ነገር የለም። እና ሳንቲሞችን በደንብ ቆንጥቤ አጠቃላይ ያለውን ገቢየና ወጪን አመዛዘኛዬ ነው የምኖረው። አጠቃላይ ይሄ ሲሆን ደግሞ እንግዲህ ቤተሰብን አጠቃላይ ያለውን ነገር በጀት ለመምራት በጣም ጠቃሚ ነው የሚሆነው። እና እና ሳንቲሙን በደንብ ቆጥቤ ነው የምጠቀመው እንደ እኔ ማለት ነው። በጣም ደስ የሚለኝ ባህል ነው እንዲሁም

የአካል ብቃት እንቅስቃሴ ታደርጋለህ? አዎ እንግዲህ የአካል ብቃት እንቅስቃሴ በጣም ወሳኝና ወሳኝ ነገር ነው። አንድ ሰው እንግዲህ የአካል ብቃት እንቅስቃሴ ሲያደርግ ከተለያዩ ነገሮች ራስ መጠበቅ ይችላል። ለምሳሌ ራስን ራስን ከመጠቃት በተለያዩ ሰዎች ከመጠቃት ከበሽታዎች ከተለያዩ አደጋዎች ለመከላከል በጣም ትልቅ ነገር ነው። አልፎተርፎም ለጤና አጠቃላይ ያለው ሁኔታ ደስ የሚል ነው ሁኔታ ነው። እና ያለው የአካል ብቃት እንቅስቃሴ እንግዲህ በተቻለኝ መጠን በትንሹ ቢሆን አደረጋለው። ያው መደበኛ ሁሌም አላደርግም ያው ልክ የተለያዩ የአካል ብቃት እንቅስቃሴዎች እንደሚያሰሩን ያለው ሁኔታ በተለያየ ቤቶች እንደምንሰራቸው ሁሌም በሰአት ሳት መድበንለት የምሰራው አይደለም። ግን ሲያጋጥም እንግዲህ ለምሳሌ ጠዋት ጠዋት ላይ ያው ስራ ሲበዛቢኝ ምናምን ያው ራሴን ራሴን ለመቻል ነው። ሰውነቶችም ምናምኖችም በቃ የተለያዩ ነገሮችን ለመቋቋም ስል ተለያዩ የአካል ብቃት ትንቅስቃሴ አደርጋለሁና። ዘወትር ማድረጋችሁ ነገሮች አይደሉም ግን ሲመቸ ሲመቸኝ የማያደርግበት ሁኔታ አለ። እና የአካል ብቃት እንቅስቃሴ በጣም ወሳኝ እና ወሳኝ ከምንም በላይ አስፈላጊ ነገር ነው የሚሆነው ለአእምሮ ህሊና ለ የሆነ አእምሮ የሆነ ንቃነ ንቃተ ህሊና እንዲኖራችሁ የትለያዩ ስራዎች እንድንሰራ በጣም ያግዛል

የምታስታውሰው ልዩ ባል አለ አዎ እንግዲህ ኢትዮጵያ ሀገራችን የሃይማኖት ሀገር እንደመሆኑ ታወቀ። ያው የተለያዩ ባሎች አሉ በተለያየ ጊዜያት የተለያዩ ክብረ ባሎች አሉት በዚህም የተነሳ እንግዲህ ህዝቡ የተነሳ በደማቅ ሁኔታ ነው የማከብረው እና ባዓሉም የራሱን የቻለ ምክንያት አለው ራሱን የቻለ ትርጉም አለው። ጥንታዊ አባቶች እንግዲህ ጽፈው ያስቀምጡልን በተለያዩ መጽሐፍት የምናገኛቸው ነው ክብረ ባዕሎች ራሳቸውን የቻሉ መገለጫዎች አላቸው። እና ከዚህ ጋር ተያይዞ እንግዲህ በጣም ደስ የሚለኝ ባእል እንግዲህ ሁሉም ባእል ቢኖርም በጣም ብዙ ባእል ቢኖርም ከዚህ ጋር እያይዞ እንግዲ የገና ባእል በጣም ደስ ይለኛል። ከዛ ደግሞ ቀጥሎ የፋሲካ አባል የጥምቀት ባእል አሉ እንግዲህ እነዚህ እነዚህ ባዕላት በጣም ደስ የሚሉ ባእል ናቸው። ከሰዎች ጋር ከቤተሰብ ጋር ከተለያዩ ጓደኞች ጋር አብረን የምናሳልፍባቸው ሁኔታዎች ነው ያሉና ደስ ብሎን አብረን በመብላት በመጠጣት በፍቅር በሰለማ አብረን ፀንተን እምንኖርባቸው ሀገር በመሆኖ የተነሳ የተለያዩ ባዕሎች አሉ። ግን በተለይ የገና በዓል የጥምቀት በዓል የፋሲካ በዓል እነዚህ ተቀዳሚ እኔ የማከብራቸው ናቸው። ከዛ ቀጥሎ ደግሞ አዲስ አመት አለ እንግዲህ በየ በየአመቱ መስከረም አንድ ቀን የምናከበረው ባእል አለ ማለት ነው

ደብዳቤ መጽሐፍ ትወዳለህ? አዎ እንግዲህ ደብዳቤ ቀደም ባሉ ጊዜያቶች በድሮ ጊዜ እንግዲህ እንደዚህ ዲጂታል አለም ውስጥ መጡ የተለያዩ ኤሌክትሮኒክሶች እቃዎች መጡ። መልእክት የሚላከው ተለያዩ ነገሮች የሚላኩት በደብዳቤ ነበረ ህይወት በተለየ ፍቅርን መሆን ተለያዩ መልእክቶች ሰዎች ከሰዎች ጋር የሚግባቡበት በወረቀት ባለ መልእክት ነበር። አሁን ላይ ግን አጠቃላይ ይሄን ነገር ውስጥ ቀላል በጣም ቀላል ስለሆነ የተለያዩ ነገሮችን ተጠቅመን መሳሪያዎች ተጠቅመን መላላክ እንችላለን። ግን በባለፈው እንግዲህ ስለ ፍቅር ያለው ሁኔታ በተለይ ከተቀራኒ ጾታ ጋር ተያይዞ እንግዲህ ደብዳቤ በደንብ እጽፍ ነበር እልክ ነበር። እንግዲህ እሱም ደግሞ እሷም ደግሞ ተቀብላ ያለውን ነገር ምላሿን ታስታውቀኛለይ። ከዛ ከተግባባን ከተግባባን እንቀጥላለን ካልተግባባን ደግሞ ያው በያለንበት ሰላም ሰላም ተባብለን የራሳችን ሁኔታ የምንቀጥልበት ነበረ። እሱም እንግዲህ ደብዳቤ መጽሐፍ በተለይ የተለያዩ ትምህርት ቤቶች የተለያዩ መጽሐፎች ቢያስተምሩንም ስምንተኛ ክፍል ግን ያው እንግዲህ ከፍቅር ጋር ተያይዞ የጻፉ ገጠመኝ ደብዳቤ ነበረ። ያው ምላሹ እንግዲህ ጥሩ አይደለም ነበር ማለት እንደሚሆን ነበር። የተነገረኝ ከዛ ቀጥሎ የሆነ እንግዲህ ሰላም ሰላም ተባብለን በየራሳችን ያው መቀጠል ጀመርን ብዬ ይሄ እንደ ምሳሌ ማንሳት እወዳለሁ

ሹራብ መስፋት ትችላለህ ለሚለው ጥያቄ? እንግዲህ ሹራብ መስፋት እንግዲህ አልችልም ያው የተለያዩ ልብሶችንም በትንሹም ቢሆን እሞክራለሁ ያን ያህል ግን የተለያዩ ማሽኖች ተጠቅሜ የተለያዩ ሹራቦችንም ሆነ ሌሎች ልብሶችን መስፋት አልችልም ያው አልመድኩም። ያውእንግዲህ እንደሚታወቀው አብዛኛው ሰዓት በትምህርት ስላሳለፍነው ትምህርት ደግሞ እንግዲህ አጠቃላይ የአእምሮ ስራዎችን ነው የሚጠይቅ ማንበብ እና መጽሐፍን ማስረዳት ነው የሚጠይቅና መረዳት ነው የሚጠይቅና። ከዚህ ጋር ተያያዞ እንግዲህ የእጅሙያ በዚሁ ገጥም የሆነው ሙያው አሪፍ ነበረ ግን እስካሁን አልለመድኩትም ብለምደው እንዲያውም ከስራ አጥነት ወደዚህ ብቀየር አሪፍ ነበረን። የገቢ ምንጭ ነበረ ብሎም ተርፎም ሌሎች ሰዎችን ለመርዳት አስፈላጊ ነበረ እንግዲህ በዚህ አጋጣሚ ሆኖ ሙያውን አልለመድኩትም። ከዚህ ጋር አያይዞ ያውም ቀን ለቀጣይ ምን አልባት እንደ አማራጭ ከሆነ ወይም ስራ ከጠፋ ለምጀ። የራሴንም ሆነ የተለያዩ ሰዎችንም እየሰራሁ እንግዲህ ቢሆን ደስ ይለኛል ብዬ ነው የማስበው። እስካሁን ግን ሹራብ ሆነ ሌሎችም አልባ ሳቶች መስፋት የምችልበት ሁኔታ አይደለም ያለሁትኝ። ፍላጎት ካለኝ እንግዲህ ቀጣይ ሰልጥኜ የተለያዩ ነገሮችን ተረድቼ ያው ብሰራ ደስ ይለኛል

በስራ ስንት ጥሪ ታደርጋለህ? ይሄ እንግዲህ በቁጥር ይሄን ያህል አለ። ማለት ትንሽ አስቸጋሪ ነው የሚሆነው እንግዲህ በተለያየ በስራ ጊዜ በተለያዩ ጥሪዎች ይኖራሉና። ለምሳሌ በስልክ ደውለን የተለያዩ ጥሪዎችን ማድረግ አስፈላጊ በሆነበት ሰዓት። ገጠመኝ መረጃ ሲያስፈልገነ እና ከስራው ላይ የሆነ የሚያግርድ ነገር ካለ የሚያስቸግር ነገር ካለ የተፈጠረውን ችግር ካለ። እዛ ጋር ደውለን ግን የሚመለከተው አካል ነው ሌሎች ሰዎችን። ለመርዳትም ሆነ እኛም የምፈልገውን ነገር ለማግኘት የተለያዩ ስራውን የስልክ ጥሪዎች በተለይ የስልክ ጥሪዎችን እናደርጋለን። ስልክ ጥሪን አልፈውም። የቪዲዮ ጥሪዎች ሊኖሩ ይችላሉ እንደየ አስፈላጊነቱ ነው። ስልክ ግን ያው ሁሌም አለ እንግዲህ የጥሪ ስልክ ጥሪ በጣም የተለመደ ነውና። ከዚህ ጋር አያይዞ እንግዲህ በጣም የብዙ ስልክ ጥሪዎች በጣም የተለያዩ ጥሪዎች አሉ። ከስራ ጋር በተለይ ከስራ ጋር አያይዘው እንግዲህ ስራ የሚሰራበት ጊዜ የሆነነገር ይፈጠራል እና ያው ሚያስቸግር ነገር ይኖራል። አካሄድ ይኖራል። የተለያዩ ነገሮች ይኖራሉ እና እዚህ ጋር ተያይዞ የተለያዩ ጥሪዎች ይኖራሉ በቁጥር ግን ይሄን ያህል ማለት ለማለት ይከብዳል። ያው ግን ጥሪ እንደማድረግ ግን አድርግ በደንብ አውቃለሁ

ማሰላሰል ታደርጋለህ አዎ በደንብ ነው የማደርገው። ማሰላሰል እንግዲህ ያው በአእምሮ ውስጥ የሚመላለስ ሀሳብ ነው ያቀድናቸው ያሰብናቸው የተለያዩ ነገሮች እንግዲህ ወደፊትም ያለፉትን ነገሮችን የምናስብበት ከወደፊት ደግሞ ወደፊት የሚመጡት ነገሮች እያሰብን ነው ስላሰበ ስለሰራ ያለውን ነገር ስለእቅድ ስለፕሮግራም ስለተለያዩ ነገሮች ወደፊት የምናደርጋቸው ነገሮች የምናሰላስልበት ነው። በደንብ አድርገን በተለያዩ ነጥቦችን እያነሳን የምነሰላስልበትን ሁኔታን ከዚህ ጋር አያይዞም እንግዲ የተለያየ ሀሳቦችን አስባለሁ። ስለምሳሌ ስለ ትምህርት ወደ ፊት ምን እንደምማር እንደምፈልግ ከሙያዬ ጋር አያይዞ ሌሎች ነገሮች ስራዎችን እንዴት አድርጊ ማሻሻል እንዳለብኝ የሰራኋቸውን ስራዎች እንዴት ማሳደግ እንዳለብኝ ገቢ እንዴት መጨመር ነው። አንዳለብኝ ወጪና እና ገቢ መዛጎ ማመዛዘን እንዳለብኝ አጠቃላይ ቤተሰብ ማስተዳደር ጋር ተያይዞ በጀት ጋር ተየዞ የተለያዩ ሀሳቦችን እያነሳሁ እንግዲህ አጠቃላይ ስለ ሰው ጋር ከሰው ጋር ኑሮ ማህበራዊ ኑሮ እንደ ሀገርም እንደ እንደ ቤተሰብም እንደ አካባቢም የተለያዩ ፕሮግራሞች አሉና ወይ ጥእቅዶች አሉ እነሱን እያወጣው በደንብ ሳመላልስ እንግዲህ እውላለሁ አድራለሁ። ከዚህ እቅድዬን ካወጣሁ በኋላ ወደ ስራ መግባት ነው የሚሆነው

ሳህኖችን መታጠብ ትወዳለህ? አዎ እንግዲህ ሳህኖች አብዛኛው ሳህን ብለን የምንጠራው እንግዲህ መመገቢያዎቻችን ናቸው የተለያዩ ምግቦችን ያው የምንመገብባቸው ነው። ቆሎ ሊሆን ይችላል የተለያዩ ምግቦች ሊሆን ይችላሉ ፍራፍሬዎች ሊሆን ይችላሉ የተለያዩ ምግቦችን አቅረን የምንመገብባቸው ናቸው። እንግዲህ ሳህኖች ማለት ቀጥታ ከሆዳችን ከምግባችን ከምግብ ጋር ቀጥታ ከአፍ ጋር ወይም ከመግበል ከወዳጅን ጋር የሚገናኝ መግባት ስለምንመገብበት እነሱ በደንብ ጥንቃቄ ይኖራቸው ይችላል። የተለያዩ አባራዎች ብናዩ ተለያዩ ቫይረሶችን እንዳርፉባቸው ቋሻሻዎች እንዳይነካቸው። እነሱ እነሱ በደንብ ጸድተው በመደርደሪያ ተቀምጠው ስንመገብ የሆነ ጠብ አርገን እንጠቀማለን። ስንጨርስ ደግሞ እንዲህ ጽድት እንድታደርግ እናስቀምጣለን በደንብ ደርቆ ይቀመጣሉ። ስንመገብ አሁንም ድጋሚ ደግሞ ያው እያጠበን ነው የተወሰነው አጥበን የምንጠቀምባቸው። እና እነዚህ ሳህኖችን በደንብ አጥቤ በመደርደሪያ አስቀምጬ ነው የምጠቀመው። ይሄም ደግሞ ለጤናዬም በጣም ደስ የሚል ነው። እውነት አለው ነው። ሳየውም ደስ ብሎኝ ስመገብ ደስ ብሎኝ ለጤናዬም ትልቅ አስተዋጽኦ እንዳለው ነው የማምነው። እና ሳኖችን በደንብ ነው የምጠቀመው

ወደ መናፈሻ ምን ያህል ጊዜ ትሄዳለህ? ለሚለው እንግዲህ ወደ መናፈሻ እምሄደው እንግዲህ ያው እንግዲህ አንደኛ እምሄደው ያው ትንሽ ስራ ከስራ መልስ በኋላ ስራ ሲያልቅ ምናምን ያው ትንሽ ጊዜ ሲኖር ምናምን ከጓደኛ ጋር ከተለያዩ ሰዎች ጋር ያው ራስን ለማዝናናት አእምሮን ጭንቀትን ለማቃለል የተለያዩ ነገሮች። በጣም ስራ ሲበዙ የተለያዩ ጭንቀቶች እንደሚፈጠሩ ያው ራስን ለማዝናናት ሲባል እንግዲህ ከስራ በኋላ ያው በሳምንቱ ሁለት ጊዜ ሶስት ጊዜ ቢሆን ነው ያም የሚከደው ምሽት አስራ አንድ ሰዓት አካባቢ ምናምን ያው ወጣ ብሎ ተዝናንቶ አእምሮን። ሁሉን ነገር ዘና ብሎ ተመልሶ ለስራ አዲስ ጉልበት አዲስ እቅድ ለማውጣት ያው። ከዛሬ ስራ ለሚቀጥለው ስራ ቀን ለሚቀጥለው ቀን ስራ የተለያየ ጥሩ ውጤት እንዲመጣ ራስን የማዝናናት ራስን ከተለያዩ ነገሮች ነፃ አድርጎ ለመሄድ መናፈሻ በጣም አስፈላጊ ነው። እና ያው እንግዲህ ከተለያዩ በተለይ ምሽት ምሽት ላይ ነው እንግዲህ እምሄደው አልፎ አልፎ ቀን ላይም ሊኖር ይችላል። አብዛኛው ሰዓት ግን ከስራ መልስ በኋላ ማታ ማታ ላይ ነው እምሄደው እንደኔ ማለት ነው። ሌሎች ደግሞ የራሳችን የሚመርጡት ጊዜ ይኖራል እንግዲህ

"ስልክህን ምን ያህል ጊዜ ታሟላለህ?" ለሚለው ጥያቄ እንግዲህ ያው ምን እንግዲህ ስልክ እንግዲህ አዲስ ከአዲስ ከአዲስነት በኋላ ያው እንግዲህ ከተገዛ በኋላ ከጊዜ ወደ ጊዜ ባትሪው እየቀነሰ ነው የሚሄደው እየቀነሰ ነው የሚሄደው ሀይሉ እየቀነሰ ነው የሚሄደው። ስለዚህ ያው እንደ አጠቃቀማችን ይለያያል ሁላችንም ያው እንግዲህ እኔ በቀን ሁለቴ ነው ማሞላ ማሞላለሁ ሁለቴን መሙላት የምችለው። ሀይሉን ማለት ነው የባትሪውን ሀይል፤ በቀን አንዴ የሚሞላበትም አጋጣሚ አለ፤ ግን በደንብ ስጠቀምበት ያው እንግዲህ በቀን ሁለቴ ግዴታ እንድሞላ ያስፈልገዋለኝ። ያው ግን አልፎ አልፎ ማለት በቀን ደግሞ ያን ያህል የተወሰነ ጊዜ ከተጠቀምኩበት ያው የመዋል አቅም አለው። የማድረም አቅም አለው። ከዛ ውጪ ግን በደምብ ውሎም ማታ ከተጠቀምኩበት ግዴታ ሁለቴ መቸርድ አለብኝ። እና ከዛ ጋር አያይዞ በቀን ቢያንስ ሁለቴ እሞላለሁ ብዬ እንደ አማካይ ብወስደው አሪፍ ነው። ሁሌም ላይሆነ ግን እንደ አማካይ በቃ ብዬ አንገስ ሁሌ ይሞላል ሁለቴ እሞላለሁ ብዬ ነው የምወስደውእንግዲህ እንደኔ ያው ስሙ ሁለቴ መሞላትም ትንሽ ጉዳት ሊኖረው ይችላል። ግድ ግድግን ግዴታ ደግሞ እንግዲህ ስራ እስከሰራው ድረስ አስፈላጊ ነውና መቼም ባትሪ ከዘጋ መስራት አይቻልም ግዴታ መሙላት አለብኝ ብዬ ነው ማስበው

በቤተሰቦዎ ምን አይነት በዓላት ታከብራላችሁ? ያው እንግዲህ በዓላት ቀን ከዚህ በፊት በተለያየ እርእስም እንዳወራነው ኢትዮጵያ ላይ በጣም ብዙ በዓላት አሉ በጣም ብዙ እንግዲህ ከአመት እስከ አመት የተለያዩ በዓላት አሉ እነሱም እንግዲህ የራሳቸውን የቻሉ መገለጫዎች አሏቸው ሃይማኖታዊ በዓላት ሳሉ በአንድ አካባቢ የሚከበሩ በዓላት አሉ አብዛኛው ግን ሃይማኖተ በዓላት ነው ከሃይማኖት ጋር ተያያዝ ናቸው ከእምነት ጋር ተያያዙ ናቸው እነሱም የራሳቸውን የቻለ እንግዲህ መገለጫ አላቸው ትርጉም አላቸው፣ ራሳቸውን የቻለ ማህበረሰብ የሚያምንበት አለና እንግዲህ ከበተሰብ ምን አይነት በዓላት ታከብራላችሁ የሚለውን የተለያዩ በዓላቶች እንግዲህ ለምሳሌ የዘመን መለወጫ ሰዓት በዓሎች መስከር አንድ ቀን የሚከበሩ፣ የገና በዓል ተሃሳስ ሃያ ዘጠኝ ጥር አስራ አንድ የጥምቀት በዓል ፋሲካ ላይ የፋሲካ ቀኖች ይቀየራሉ መጋቢት እና ሚያዝያ ነው አብዛኛው ሰዓት የሚሆነው እንደ ኢትዮጵያ አቆጣጠር ማለት ነው እነሱ እነሱን የተለያየ በዓላት ሀሳብ በተጨማሪ የተለያየ ባላቶች አሉ አካባቢያዊ በዓላቶች እና አሉ ከእነሱ ጋር ተያይዞ እንግዲህ ቤተሰብ በአንድ ሆኖ ቁጭ ብሎ አብሮ የሚበላበት የሚጠጣበት የሚጫወትበት፣ የሚስቅበት፣ የሚዝናናበት ሁኔታ ነው ያለው በዚያ ላይ እንግዲህ ቤተሰብ ጋር ስንጫወት ደስ ይለናል አይደል ስንገናኝ የተለያዩ ደስታዎች የምናሳልፍበት ሁኔታ ነው ያለው።

ነገሮቼን በስርዓት ታስቀምጣለህ? አዎ እንግዲህ ነገሮች በተለያዩ ነገሮች አሉ የመረጃዎች ነገር የተለያዩ መረጃዎች አሉ፤ ተለያዩ እቅዶች አሉ፤ ተለያዩ ከስራ ጋር ተያያዙ ከተለያዩ ጉዳዮች ጋር ተያያዙ የተለያዩ ነገሮች አሉና እንግዲህ ሰው የሚይዘው ነህ ተለያየ ሚስጥር አለው ራሱን የቻለ አንድ ሰው መረጃ በጣም እዚህ አይነት መረጃ አለው እና እነሱን እንግዲህ ይሄን በስራ ታስቀምጠን በምፈልግበት ሰዓት እንጠቀማለን በማንፈልግበት ሰዓት ደግሞ ያስቀምጠን እኛ የምናገኝበት በፈለግነው ሰዓት የምናገኝበት በቅርብ የምናገኝበት ሰዓት አስቀምጠን ያው ስራ ስንሰራ ወይ የተለያዩ ነገሮች ሲያስፈልጉን ለሰው ስናስረዳ ሆነ ስንቀበል የተለያዩ ነገሮችን እያስታወስን የምንቀበልበት መረጃ ግን በጣም ወሳኝ ነው እና ነገሮችን በስርዓት ነው የማስቀምጠው እኔ። አብዛኛው አስቀምጣችሁ በኢሜል ነው ኢሜል ላይ አስቀምጣለሁ። ያው አስታማኝ ቦታ ነው አይጠፋም ያው አካውንቴን የኢሜል አካውንቴን እስካወቅኩት ድረስ እኔ የይለፌ ቃሌን የለፍ ቃል እስካወኩ ድረስ ያው ምን የሚጠፋበት ነገር አያሰጋምና እና መረጃዎችን በደንብ ነው የማስቀምጠው ወይም ነገሮችን በደንብ አስቀምጣለሁ። በምፈልገው ሰዓት እያወጣሁ ለተለያዩ ስራዎች እጠቀምባቸዋለሁ ማለት ነው።

ሌሎችን መርዳት ትወዳለህ? አዎ መርዳት እንግዲህ ሲባል ያው ደስ የሚል ለህሊና ራሱ በጣም ደስ የሚል ነገር ነው እና ያለው ለለለው ቢረዳ በጣም ደስ የሚል ሁኔታ ነው ያለው እንግዲህ እያንዳንዱ ሰው ይሄ መልካም ስብእና ጋር የተያያዘ ነገር ነው። እንግዲህ እምነቱም ራሱን ችሉ እያንዳንዱ ሃይማኖትም የለው ያለው የሌለውን ቢያግዝ ቢይረዳ በአቅም ሆነ በጉልበትም ሆነ በሀሳብም ሆነ በገንዘብም ሆነ። አጠቃላይ በሚችለው ነገር ቢረዳ ሰዎችን በጣም ደስ ይላል ግን ለአእምሮም ለነብስም ደስ የሚል ሁኔታ ነው ያለበት እና ይሄም ሌሎች የምረዳበት የተለያዩ ምክንያቶች አሉኝ። እንግዲህ ያው በእውቀቴም በጉልበቴም በገንዘቤም ባለኝ አጠቃላይ ብረዳ ደስ ይለኛልኝ። ከአካባቢ ጋር ደግሞ ራሳችንን የቻለ የበጎ አድራጎት ፕሮግራሞች አሉንና ወይም ራሱን የቻለ ማህበር አለንና ሌሎች የምንረዳበት ከዚያ ጋር ተቀላቅሌ ደግሞ ሌሎችን በሚያስፈልግበት ሁኔታ በጉልበትም በአቅም በገንዘብ ሊሆን ንችላል። የተላይ አረጋዉያንን የተጎዱ ሰዎችን በደስታም በሀዘንም አብረን ተገናኝተን የምናሳልፍበት ሁኔታ አለ። እና ሌሎችን መርዳት ባህል በጣም ደስ ይላልኝ እኔም ያቅሜን የምችለውን እረዳለሁ ብዬ ነው የማስበው እንደኔ

የምሳ አረፍቶ ምን ያህል ጊዜ ነው? ይሄ እንግዲህ የምሳ አረፍቶ ምሳ አብዛኛው በኢትዮጵያ ሰዓት የሚታውቀው እንግዲህ ስድስት ሰዓት ሰባት ሰዓት ተኩል እስከ ስምንት ሰዓት ባለው የምሳ ሰዓት ተብሎ የሚወሰደው ምክንያቱም ስራ የስራ ሰዓት ከሁለት ሰዓት እስከ ስድስት ሰዓት ከስምንት ሰዓት እስከ አስራ አንድ ሰዓት ባለው የኢትዮጵያ አብዛኛው ሰዓት የስራ ሰዓት ተውል የምታውቀው ምሳ እረፍት ላይ እንግዲህ የሚታወቀው ስድስት ሰዓት እስከ ስምንት ሰዓት ነው እንግዲህ የምሳ እረፍትዎ ምን ያህል ጊዜ ነው የሚለው እንግዲህ በዛ ቢባል ሰላሳ ደቂቃ ነው እንግዲህ የምሳ አረፍት ወይም አንድ ሰዓት ነው በዛ ቢባል አንድ ሰዓት ነው። የዛች ሰዓት እንግዲህ ምሳ በልቶ ትንሽ እርፍ ብሎ የተለያዩ ሰዎች ጋር እንግዲህ አብሮ ምሳ በልቶ በጋራ ሊሆን ይችላል ለየ ግልም ይችላል ቤተሰብ ጋር ሊሆን ይችላል እንግዲህ ስራው ባለበት ሁኔታ ነው የሚወሰነው እሩቅ ከሆነ ያው ባለበት ቅርብ ከሆነ ወደ ቤት ሄዶ የሚበላበት አጋጣሚ አለ። ከዛ ጋር አያይዞህ እንግዲህ የምሳ እረፍት ምን ያህል ጊዜ ነው የሚለው ይኸው በዛ ይባላል አንድ ሰዓት ነው ከዛ ሰላሳ ደቂቃ ነው እዛች ተመግቦ ትንሽ እረፍት አድርጎ ወደ ስራ መመለስ ነው እንግዲህ ስራ የሚወጣው ስድስት ተኩል አካባቢ ሊሆን ይችላል ሰባት ሰዓት ሊሆን ይችላል ስምንት ሰዓት ዙሮ መግቢያ ስለሆነ ያው እንግዲህ ብትኖረን ብትኖረን በዛ ይባል አንድ ሰዓት ከምናምን ነው ይኖረን እና በዛች ውስጥ ነው ተጠቅሜ የምሳ መብላት የምችለው።

ጥራት ያለው ስራ ማቅረብ ትችላለህ? አዎ በደንብ ነው የምችለው። ይኸው እንግዲህ ስራ ሲባል እንግዲህ አንድ ሰው ራሱ ህሊናው አዞ ፈቅዶ ሙያውን ተጠቅሞ በደንብ ሙያውን አዳብሮ የሚሰራው ስራ ስራ እስከሆነ ድረስ። እኔ የምሰራቸው ስራዎች እንግዲህ በተለይ የመስመር ስራዎች አሉ የተለያዩ በግብርና መስክም ስራዎችም ስራዎች አሉ። የተለያዩ ምርቶች በመምረጥ እዝቀት እየያዙ እንግዲህ አሪፍ የሆነ ስራ ጥርት ያለ ስራ ሰርቼ ጥርት ያለ ገንዘብ ጥሩ ገንዘብ ማግኘት እቅድም አለኝ። እና ከዚህ ጋር እያይዞ እንግዲህ በመስመር ላይ ስሰራ ጥሩ የሆነ ስራ ለሰዎች ማራኪ በሆነ የሚፈልጉት መጠን አቅርቤ ሰርቼ አሪፍ ገንዘብ እጠይቃለሁ እኔ ማለት ነው። ጉልበቱ ከወጣበት በለፋውበት በፈጀብኝ ሰዓት ያን አስቤ ነው የምቀበለው እና እሱ ጋር ተያይዞ እንግዲህ በቻልኩት መጣን ጥራት ያለው ስራ። እየሰራሁ ነው ያልሁት ከዚህ የበለጠ ደግሞ ለማሻሻል ከተለያዩ ግምገማዎች የምቀበላቸውን ሀሳቦችን ይሀይ ራሴን አሻሽዬ የተለያዩ ስራዎችን ለመስራት እሞክራለሁ። ቀጣይ ጊዜያቶች ማለት ነው እስካሁን ባለው እንግዲህ ጥሩ ስራ እየሰራሁ ነው ብዬ እንደኔ አስባለሁ ማለት ነው

ሽማግሌዎችን እንዴት ታከብራለህ? እንግዲህ ሽማግሌዎች ወይም አረጋውያን ማለት ትልልቅ አባቶች እናቶቻችን ናቸው በእድሜ ገፋ ያሉ ትላልቅ ናቸው እንግዲህ እነሱን አሳድገውናልኝ በጣም ብዙ ነገር አድርሰውና፣ ለተለያዩ ደረጃዎች አድርሰውና፣ በጊዜያቸው ላይ እንግዲህ ወልደው አሳድገው ዘራቸውን ተክተው አሳልፈዋል፣ እኛ ደግሞ እንግዲህ እነሱን ተከትለን ሃይማኖታችንን፣ አካባቢያችንን እሴት ራሱን የቻለ መመሪያ አለውና ሽማግሌው ሁሉ መከበር አለባቸውና እነሱም አቅመ ደካሞቭ ናቸውና እንደኛ ሁሉ ነገር መስራት አይችሉም ያው በጊዜው ላይ ሰርተው ወደዋል እኛ ደግሞ ልጆቻችን ግን እነሱን ፈለግ የነሱን መንገድ ተከትለን የተለያዩ እርዳታዎችን፣ በጉልበትም፣ በገንዘብም፣ በሀሳብም፣ በተለይ እንግዲህ በገንዘብና በጉልበት በጣም መርዳት አለብን እናትና አባቶቻችን እስከሆኑ ድረስ ያው የእድሜ በ እስከ ህይወት እስካሉ ድረስ መርዳት ግዴታችን ነው እና የተለያዩ ለምሳሌ ልብስ በማጠብ፣ በሀሳብ፣ በጉልበት፣ የሚቸግራቸውን ነገር በማቅረብ፣ የተለያዩ ችግሮችን በመፍታት፣ እስ እሱን ነው መርዳት እንግዲህ ያለብን ብዬ አስባለሁ እኔ የማያደርገው እሱ ነው እንግዲህ በተለይ በጉልበት የሚያዙኝን ነገር መተግበር፣ ምክራቸው መስማት የተለያዩ ነገሮችን ማድረግ ብዬ ነው የማስበው።

ሌሎችን ማስተማር ለሌሎች ማስተማር ትችላለህ? አዎ እንግዲህ ሌሎችን ማስተማር እንግዲህ በምትችለው ነገር በተረዳውት ነገር በሙዬ ሊሆን ይችላል በተማርኩት ትምህርት ሊሆን ይችላል አጠቃላይ ባይለው ሀሳብ ስራ ሁኔታም ሊሆን ይችላል። ተለያዩ። በሚያገናኘን ሰዓት እንግዲህ ሌሎችን የመርዳት ፍላጎት አለኝ የማገዝ ፍላጎት አለኝ። እንግዲህ በምን በምንችለው ቋንቋ ተገብተን ስራው በሚያዘው መመሪያው በሚያዘው መልኩ አብረን ተጋብተን የማስተማር እንዴ? ችሎታ አለ በየ የማስበው ያው እንግዲህ እችላለሁ እሞክራለሁ የማስበው እንግዲህ ይህን ያህል በጣም መቶ ፐርሰንት በቁ ነኝ ባልል የምችለውን ያህል ግን አደርጋለሁ። ሰዎች በሚረዱት መልኩ እጥር ባለ መልኩ ግልጽ በሆኔ መልኩ አስረድቸ ሰዎች የሚሰሩትን ከእኔ ማውቅ የፈለጉትን ነገር አስረድቸ ያው ለሌሎች ይጠቅማሉ ብዬ ነው የማስበው። እንግዲህ እነሱ ደግሞ የተቻላቸውን ሀሳብ ሰብስበው ሚፈልጉትን ሀሳብ ሰብስበው ወደ ስራቸው የሚያርፉበት ሁኔታ ነው ያለው። እና እንዳተጠቃለው ለሎች ማስተማር ትችላለህ? የሚለውን አሁን ግን የቻልኩት አቅም አእምሮዬ እስከፈቀደ ልቦናየ እስከፈቀደ ድረስ እችላለሁ ብዬ ነው የማስበው እንደኔ ሀሳብ ማለት ነው። ቀጣይ ደግሞ አሻሽለ ብዙ ነገሮችን መስራት ሞክራለሁ

በቡድን መስራት ትወዳለህ? አዎ እንግዲህ በቡድን መስራት ደስ ይላለኝ። የተለያዩ ሀሳቦችን የተለያዩ ስራዎችን አቀላጥፈን ትልቅ የሆነ ውጤት አመርቂ ወይም አሪፍ የሆነ ውጤት ምናመጣበት ነው። ይሄ በቡድን መስራት በተለይ በጣም ወሳኝ ነው። በመስመር በመድረክ ላይ ሚሰሩ ስራዎችም ቢሆኑ በአጠቃላይ በግብርና ሚሰሩ ስራዎችንም ቢሆን በጣም ደስ የሚል ነው። በተለይ በግብርና ላይ የሚሰሩ ስራዎች ብቻን ከመስራት ከመድከም ይልቅ በአንድ ላይ ሰብሰብ ብሎ የተለያዩ ስራዎችን በአንድ አሪፍ አርገን የምንሰራበት ነው። በአጭር ሰዓት ውጤት ምናመጣበት ሰዓት ነው ያለው እና ይሄ በጣም ደስ የሚል ነገር ነው። እና እና እንግዲህ በቡድን መስራት በጣም ትልቅ ነገር ነው። በተለይ እንደ አካባቢ የተለያዩ ሰዎች ጋር እየተግባባን ካካቢም አልፎ የተለያዩ ሰዎች ጋር ሲመጡም እነሱን በደንብ ተግባብተን እንግዲህ በጉልበትም በክፍያም ሆነም የምናሰራበት ሁኔታ ነው ያለው። እና በቡድን ደስ የሚል ጥያቄ ነው፣ ደስ የሚል ስራ ነው የምንሰራው። የአንድ ሰው ስራ ሆነም የተለያዩ ስራዎችን በጣም በአጭር ሰዓት የምናከነውንበት ሰዓት ነው ያለ። በመስመር ላይ ያሉ ስራዎችም እንዲሁ አንዱ አንዱ ይሰራል፣ አንዱ አንዱ ይሰራል ተካፍለን አጠቃላይ ሀሳቡን ጭምቅ አድርገን በአንድ ስንሰራ አሪፋ የሆነ ውጤት

ስራህ አድካሚ ነው። እንግዲህ ስራው ለምሳሌ የምሰራው ሁለት አይነት ስራ ነው እንግዲህ በመድረክ ለምሰራው ስራዎች ያው ያን ያህል ጉልበት ጋር ከጉልበት ጋር ከምሰራው ስራዎች ያን ያህል አድካሚ አይደሉም። ያው እርግጥ በመስመር ላይ የሚሰሩ ስራዎችም ጊዜ ይወስዳሉ ያደክማሉ ግን ቢሆንም በጉልበት ምሰሩ ስራዎች ደግሞ ልክ እንደ ምርት የተለያዩ ምርቶች እንደ ፍራፍራዎች ጋር በምንከባከብ ሰዓት እነሱ ትንሽ ጉልበት ያስወጣሉ እነሱ ትንሽ ሊያደክሙ ይችላሉ። እንግዲህ የተለያዩ ያው እንግዲህ አካልም በፀሀይ ሙቀትም የተለያዩ በአየር ሁኔታዎች ይፈራረቃሉ እና ከዚህ ጋር አያይዙ ጉልበትም የስራ ስለምወስድ እሱ ትንሽ ሊያደክም ይችላል። የመስመር ስራዎችን ግን እንግዲህ ቁጭ ብለን ነው የምንሰራቸው። የምንጠቀማቸው መድረክን የተለያዩ መድረኮች ትጠቅመን ሙያችን ተጠቅመን የምንሰራቸው እነሱ ትንሽ ከሚያኛው ይሻላሉ። ውጤት እንግዲህ የተለያዩ ሰው ለተለያዩ ሰዎች እየሰራን የተለያዩ ውጤቶችን እንልካለን እሱም አሪፍ ውጤት ኖረዋል ብዬ ነው የማስበው እስካሁንም አሉ ቀጣይም ይኖራል ብዬ አስባለሁ። እና በጉልበት የምሰሩት ስራዎች ደግሞ ትንሽ አድቃሚ ናቸው። እንግዲህ ቢሆንም ገቢ እስከምናገኝ ድረስ መኖር እስካለ ድረስ መስራት አስፈላጊ ነው። እና ሁሉንም አጣምሬ የምሰራበት ሁሉንም አጣምሬ የምሰራበት አጋጣሚ አለን። ቀጥሎ እንግዲህ ደግሞ ቀለል ወደሚያደርጉ ሰዎች እሄዳለሁ ብዬ አስባለሁ

ቀልድ መናገር ትወዳለህ? አዎ እንግዲህ ቀልድ ማለት እንግዲህ ደስ ይላል አዝናኝ ነው ቁም ነገር አዛልነው አዘልነው ሰዎች ሲያወሩ በተለያየ ጨዋታው ሲገናኙ እንዲሁ በቃ በተለይ ትልቅ ሰዎች እንግዲህ ይቀልድን ነገር ጣል እያደረጉ ነው የሚናገሩት እና ያው እንግዲህ በተለይ ኢትዮጵያ ላይ ያው ቅኔ የሚባል ነገር አለ ከዛ ጋር እየሄዱት ነው። አማርኛውን በቀጥታ ሳይሆን የተወሰነ ዘወር አገው የሚናገሩት እና እሱ ጋር ትንሽ ተሎ መረዳት የሚፈልግ ያህል ወይም በደንብ ማወቅ ያስፈልጋል። ከእሱ ካልሆነ ትንሽ ያው ግራ ነው የሚገባው ለሚመልሰው ሰው ራሱ። እነዚህ ገረየቱ እንግዲህ የአባቱ እናቶቻችን የተለያዩ ቀልዶችን ይወዳሉ ይቀልዳሉ ይናገራሉ እኔም ከዚህ ጋር አየህ እንግዲህ የምችለውን ከነሰቃ በቃ ሰምኩት የምንችለውን ነገር። ሰዎች ጋር ስንነጋገር አብረን ስንቀላለድ ስናወራ እንግዲህ የተለያዩ ቁም ነገር ሊሆን ይችላል የተለያዩ መዝናኛዎች ስናወራ እንደዚህ መቀላለድ ስንገናኝ መቀላለድ በጣም ይሰኛል። የተዝናናን አብረን እንግዲህ የመጫወቻ ትላዩ የፍቅር መገለጫ ነውና አንዱ ቀልድ ማለት ከእሱ ጋር ተያእየዞ ተለያይ ቀልዶችን የእንግዲህ ለመናገር እሞክራለሁ። ያው ቀን ቀን ቶሎ ወሎቻችን ስለሆነ ደስ የሚል ነገር ነው እያሰበው

ድንገይ ስብስብ ታደርጋለህ። ያው እንግዲህ ድንገይ ስብስብ ታደርጋለህ የሚለው ድንጋይ እንግዲህ የተለያዩ ነገሮች የሚጠቅም ነው። ተለያዩ ነገሮች የምፈልገውን ነገር ቀርጸና አዉጥተን የምፈልገውን ነገር የምንሰራበት ነው በተለይ ለግንባታ ትልቅ አስተዋጽኦ አለው እና። እንግዲህ ድንጋይ ስብስብ ታደርጋለህ የሚለው ጥያቄ እንግዲህ በተለይ የሆነ ነገር ሳስብ ነው ድንጋይ መሰብሰብ የምፈልገው ለምሳሌ ቤት ስሰራ የተለያዩ ነገሮችን ስሰራ። ነው እንግዲህ ከሲሚንቶ ጋር አየዘው ያለውን ስትጠቀም ነው የምትጠቀመው እንጂ ከዛ ዉጪ ያለው ድንገይ ያው ዝም የመሰብሰብ ፍላጎትም የለኝም። እንግዲህ እንደ አጠቃላይ ድንጋይ ስናስበው ያው አረፍት ተናገሩ ብዙ ነገር ሊሆን ይችላል። የተለያዩ ድንጋዮች ሊኖር ይችላሉ ግን እንደ አጠቃላይ በስፋት የምናውቀው እንግዲህ ድንጋይ የሚለው ለቤት መስራት የምናውለው ለስሚንቱ የሚፈጭ የሚፈጭን ድንጋይ የምናውቀው እና እሱን ነገር የፈለግነው ነገር ስንሰራ። ከቤት ጋር አየይዘው በተለይ እሱን ስፈልግ ያው መሰብሰብ ግዴታ አለብኝ እና የተለያዩ ደረጃዎች ስለምሰራበት። እሱ ጋር አያይዞ እንግዲህ እሰበስባለሁ ከዛ ወጭ ያለው ነገር ግን ሌሎች ስራዎችን ነው የምሰራው። ይሄ ነው ያለኝ ሀሳብ

ዴሞወዝ በየትኛው ቀን ታገኛለህ? እንግዲህ ደሞወዝ አብዛኛው የኢትዮጵያ ደሞዝ የሚከፈለው በወር አንዴ ነው አብዛኛው የሚከፈለው በወር አንዴ ነው በተለይ የመንግስት ተቋማት የሚከፈሉት በወር አንዴ ነው። እም የግሎች እ እ ለግል ተቋማት በሳምንት በሁለት ሳምንት አንድ የሚሰጥበት አጋጣሚ አለኝ። እንግዲህ እኔ ደሞዜ እስካሁን እንግዲህ የመንግስት ስራ አልተቀጠርኩም በግሌ ነው ያለውን ነገር የምሰራው እንግዲህ ያው በምሰራው ልክ አገኛለሁ ዞሮ በተለይ የምርት ስራዎችን ምርት ሲደርሱ እእ ገቢያችን ገቢ የተለያዩ ገቢዎችን አገኛለሁ። በመስመር ላይ ያሉ ደግሞ እንግዲህ በመስመር ላይ የሚሰራቸው ስራዎች መረክ ላይ የሚሰራቸው ስራዎች ከአንድ ሰው ጋር ከተስማማው ድረስ። ቀጣይ ከተስማምማው በኋላ ያው እንግዲህ በሰአት የሚከፈል አለ ስጨርስ እእ አጠቃላይ የምትሰራው ስራ ሲያልቅ ሚከፈል አለን። ቋሚ የሆነ ክፍያ አለን። እንግዲህ እም ያን ሰዓት ያን ስራ እስከጨረስኩት ድረስ ከጨረስኩት በኋላ ጀምሮ እእ ያው ከፍ የሚከፍል ቋሚ ክፍያ ሲባል እንግዲህ ስራውን ሲጨርስ ይከፍለኛል። በሰአት ሲባል ደም ሰዓቱ ታስቦ ይሄን ያህል ሰዓት ሰርቻለሁ የሚለውን ነገር እ ኳልኩሌት ተደርጎ ወይም ቀመር ተወጥቶለት ይሰጣአለኝ። ፕሮጀክት ሲባል ደግሞ ፕሮጀክቱ እስከሚያልቅ ድረስ ይኸው በዚያ ላይ የሆነ የተለያዩ ክፍያዎች ይኖራሉ የአንዱን ፕሮጀክቶች ስሰራ የሚከፍል ይኖራል ይኸው ፐርሰንት ተካፍሎ የሚሰሩት ሶስት ነገር ያለበት ሁኔታ ነው። ያለን እና በኢትዮጵያ እንዳጠቃላይ እንደ ኢትዮጵያ እንግዲህ ያው በወር ነው አብዛኛው

ከአለቃህ ጋር ግንኙነትህ እንዴት ነው ያው እንግዲህ እንደ አጠቃላይ እንግዲህ የመንግስት ስራ አስከለሌ ድረስ አብዛኞቹ አለቆች እንግዲህ የሚኖሩት አብዛኞቹ የመንግስት ተቋማት ወይም በግል ተቋማት ነው እኔ ደግሞ ለግሌ ነው ምሰራው በአብዛኛው ሰዓት እንግዲህ አለቃዬ ራሴ ነኝ እንግዲህ ራሴ ነው የምገናኝ ራሴን በራሴን ግንኙነት እያረኩ እብዛኛው የምሰራው ያው አንዳንድ ለምሳሌ በምርት ምርት በምናመርትበት ሰዓት ይኖራል ይሄው እንደ መካሪ እንደ ቤተሰብ ይኖራል አለቃ ያው እሱ የሚለኝን መመሪያ እየወሰድኩ ነው ያለሁ የምወስደው ያለው ጥሩ ግንኙነት አለኝ በመስመር ላይም ስንገናኝ እንግዲህ ከተለያዩ ስራዎች ጋር ስንገናኝ ይኖራሉ ትንሽ የተሻሉ ሰዎችም የነሱንም ሀሳብ እየወሰዱ ምናምን እየተግባቡ ስራው በሚያዘው መልኩ አሪፍ ውጤት በሚያመጣ መልኩ እየተገናኘን የሚሰራበት ሁኔታ ነው ያለን እንደ አጠቃላይ እንግዲህ ለራሴ አለቃ እስከ ግሌ አብዛኛው ሰዓት በግሌ እስከሰራሁበት በድረስ ሳለቅ የራሴን የመወሰንም የአለመወሰንም የመስራት ያለመስራት ፍላጎቱ ከእኔ ጋር ነው ያለው ብዬ ነው ማስበው ነው ይሄ ደግሞ እንግዲህ አለቃን ራስ መሆን ማድረግ ደግሞ እንግዲህ ትንሽ ከበድ ይላል ምክንያቱም ሰው ከሰው ጋር ሲገናኝ የተለያየ ሰዎች የሚያዘወትሩና አለቃ ለራስ ትንሽ ጋር ይላል ራሴ ነው መወሰን የምችለው።

ላፕቶፕ አለህ? ላፕቶፕ ላሁኑ የለኝም እንግዲህ ያው ሁሉን ነገር የምንሰራው በስልኬ ነው። ላፕቶፕ ቢኖር ደስ ይላል የተለያዩ የመስመር ስራዎችን መስራት የተለያዩ ፕሮግራሞችን ለመየት ለመማርም። አጠቃላይ ደስ የሚል ሁኔታ ቢኖር ደስ ይላልኝ። ላፕቶፕ እንግዲህ ለጊዜው የለኝም። እኔ ያው ቀደም ስማር እንግዲህ እንደሱ ነበር አሪፍ ጥሩ ጠቃሚ ነው። እንግዲህ ከዚያ በኋላ ግን እንግዲህ አንዳንድ እውነታዎች። ተነሳ ያው እንግዲህ ላፕቶፕ የለኝም። ለሚቀጥለው ግን አዎ አለ ስራው ጋር ተያይዞ ይሄ ግዴታ ያስፈልገኛል። እገዛለሁ እያሳብኩ ነው። እንግዲህ እና በጊዜው የለኝም አጠቃላይ ሁለመናውን ሁሉ ነገሩን ስራ የምትጠቀመው። ስሪኬን ልክ እንደ ላፕቶፕ አስመስዬ የምጠቀማት ያው የማውቀውን ድረስ እየፈተሽኩ የምጠቀምበት በስልኬ ነው። እና ስልኬ ልክ እንደ ላፕቶፕ ስለምጠቀማት ስልኬ ደስ ትለኛለች በጣም በዚሁ አጋጣሚ በጣም ነው የምወዳት እንግዲህ። ያው በቀን ሁለቴም የምቸርጃትም ለዚያ ነው የተለያዩ ስራዎች ስለምሰራበት ነው። እና ለዚህ አጋጣሚ ግን ላፕቶፕ የለኝም ያው ቀጣይ ይኖረኛል ብዬ ተስፋ አደርጋለሁ። በቅርቡ እንዲሁም በቅርቡ ሰዓት ይኖረኛል ብዬ አስባለው

በመስኮት ግን መቀመጥ ትወዳለህ? አዎ እንግዲህ አልፎ አልፎ ነው ሁሌ ባይሆንም የመስኮት ጎን መቀመጥ እንግዲህ አንዳንድ ጥቅም አለው ያው የራሱን የቻለ ጉዳት የሊኖረው ይችላልኝ። ግን ያው እንግዲህ ጥቅሙ ምንድነው የተለያዩ ሙቀት ሲኖሩ ይከፈታል መስኮቱ። ሲሞቅ ደግሞ ያው ሲሞቅ ከፍታ። የሆነ ብርድ ሲኖር ደግሞ ይዘጋልኝ። አሱ ጋር ተያይዞ ለሙቀት አሪፍ ነገር መሰለኛ። ያው እንግዲህ ጥሩ አየር ለማግኘትም እሱም ጥሩ ነገር ነው። የተለያዩ ነገሮች ሽታ በሚፈጠርበት ሰዓት የተለያዩ ነገሮች በሚመጡበት ሰዓት እነሱን እንግዲህ መስኮትን ከፈታ አርጎ አናፍሶ መቀመጥ አሪፍ ነገር ነው ሚሆነው። ያው እንግዲህ ፀሀይ በሚሆንበት ሰዓት ደግሞ ሙቀት በሚኖርበት ሰዓት ደግሞ የተላየዩ ፀሀይ በሚገባበት ሰዓት በበር በመስኮት ወይም የሚያስገባ ምን አላሽ ከሆነ። ዘጋ አርጎ እንግዲ መጠቀም ይቻላል እንግዲህ በዛኛው ሰዓት። ያው አልፎ አልፎ እቀመጣለሁ ግን ሁሌ እቀመጣለሁ ማለት አይደለም ግን አልፎ አልፎ እቀመጣለሁ። መቼ በፈልኩ ሰዓት መቀመጥ እወዳለሁ ብዬ ነው የማስበው እንደኔ። ያው ዘወትር ግን የምቀመጥበት ሁኔታ ሁኔታ አይደለም እንግዲህ።

ታሪክ መናገር ትወዳለህ? አዎ እንግዲህ፤ ታሪክ መናገር በዚሁ አጋጣሚ እንዲሆን ቅድም ስነ ጽሁፍ ስለምጽፍ የዩቲዩብ ይዞታዎችን ስለምጽፍ ታሪክ ጋር ተያይዞ ከዶክመንተሪ ጋር ተያይዞ ዶክመንታሪዎች ጋር ተያይዞ ተለያዩ ነገሮች ስጽፍ ደስ ይለኛል። በተለይ ታሪክን መናገር የአንድ ነገር ታሪክ አጠቃላይ አመጣጡን፣ ሁኔታውን፣ አኗኗሩን፣ ዘይቤውን፣ የማሕበረሳቡ ምን እንደሚመስል፣ ከድሮ አንስቶ አመጣጡ የተለያዩ ባህሎች አሉት። ጦርነቶች የተለያዩ የሰው ልጅ ሲኖር እንግዲህ የተለያዩ ነገሮችን ያሳልፋል እና በተለያዩ ጊዜያቶች እነሱ እንግዲህ ለቀጣይ ትውልድ ቀጣዩ ትውልድ የሚመጣው ለአዲሱ ትውልድ ማስተማር ታሪኩን በጠበቀ መልኩ ሳይዛባ ሳይጨመር ሳይ ሳይንስ ያለውን ነገር በደንብ ጠብቆ ማስረዳት እሱ ትል ደስ ይላል እና መጻፍም እወዳለሁ እኔ፤ ከዚህም አልፎ ደግሞ ለሃገ የሀገራችን ታሪክ ወደ ውጮች ጽፎ በደንብ የምንናገር የአንድ ሀገር ማስታወውቅ ባህሉ ወጉን አጠቃላይ የአኗኗሩን ዘይቤውን ቢሆን አጠቃላይ በሀገር ውስጥ ያለውን ሀሳብ የታሪክ ሀሳብ ማካፈል በጣም ደስ ይለኛል። እንግዲህ ከዚህ ጋር አያይዞ ታሪክ መናገር እወዳለሁ።

ማሸለፍ ትችላለህ። ያ እንግዲህ ማሸነፍ ትችላለህ ማለት ማሸለፍ ማለት እንግዲህ ያው ቃሉ ትንሽ እንትን ይላል ከእድል አግኝ የሆነም ችግር የለም አሸለፍ ማለት እንግዲህ። የሆነ ነገሮችን መደርደር ወይም ማመቻቸት እንደማለት ነው እኔ የምረዳው እንግዲህ አዎ ነገሮች እንግዲህ በተለያዩ ነገሮች ማሸለፍ ወይም ማመቻቸት። በቅድም ተከተል ማስቀመጥ መቅደም ያለበትን ማስቀደም ነው ዘግይቶ የሚሰራው ማዘጋየት በጊዜ ከፋፍሎ ያው በጣም አስቸኳይ የሆኑ ከበድ ያሉ ስራዎችን መቅደም ያለባቸውን። ቅድሚያ መሰረት ያለባቸውን ስራዎች እነዚህን በደንብ አስቀምጦ ጊዜ ገደበው ሰርቶ ቆደሚ ቀጥሎ ሰው ደግሞ ቀለል ብለው ስራዎች ሊሆኑ ይችላሉ አሁን ቀጣይ የተለያዩ ስራዎች ሊሆኑ ይችላሉ። እነሱን ደግሞ በቀጣይ በተገደበ ልሳር ሰርቶ አብሮ አንድ ላይ በአንድ አካሄዱ ጠርቅሜያለሁ። ስራ ሰርቶ ጥሩ ውጤት የማንጣት ሁኔታ አለበት ሁኔታ እናን የማሸልፍ ማለት እንግዲህ አዎ። በግልጽ ተከታታይ አስቀምጬ የተለያዩ ስራዎችን የምሰራበት ሁኔታ ነው ያለን ያው የሚቀድመውን አስቀድማለሁ። ከዛ አቀድሞ ከቀድሞ ስራ ደግሞ ትንሽ ዘገይተህ የሚሰራውን ወይም ትንሽ መዘግየት የሚሰራውን ስራ ዘግይቼ ደግሞ እሰራለሁ። ሁሉንም ግን መሰራታቸው አይቀርም የጊዜ ሁኔታ የሚለያቸው እንጂ

ኢንተርኔት አለህ ያው እንግዲህ የራሴ የግል የሆነ ኢንተርኔት የለኝም ከቴል ያመጣሁት ኢንተርኔት የለኝም። ግን ያው ዳታ ነው ምጠቀመው በዚህ ሰዓት ዳታ እሞላለሁ ከገራችን ምጠቀመው ኢትዮ ቴሌኮም ነው በብዛት በሰፊው ሳፋሪኮም አለ ግን ያው ኢንተርኔት ኢትዮ ቴሌኮምን ምንጠቀመው። ያው እሱን ዳታ አቅሜ በፈቀደው መልኩ እንግዲህ የቀንም የሳምንትም የወራሀዊም የአመትም ልሞላ እችላለሁ። እንግዲህ እሱን በቻልኩት አቅም እየሞላው ለምፈልገው ስራ እጠቀማለሁ የተለያዩ ስራዎችን ትምህርቶችን መድረክ ስራወችን የተለያዩ መረጃዎችን ዜናዎችን ቁም ነገሮችን ሁሉን ነገር መከታተልበት ለስራዬም አጋዢ የሆኑ ነገሮችን ሀሳቦችን ማይበት እሱን እየጠቀምኩ ነው። እና በዛ አሁን ላይ ራሱን የምትጠቀሙ ዳታ ነው በተለይ በቃ የዳታ እንተርኔት ምጠቀመው። የራሴን የቻለ ኢንተርኔት እንግዲህ የለም ቋሚ የወነ ያው ስፈልግ ነው ምገዛ ስፈልግ እተዋለሁ። ደግሞ በሞባይል ዳታ ነው ምጠቀመው እና እሱ እንግዲህ ሲጠቀሙት የተለያየ ሀሳቦችን ስራዎችን ሁሉን ነገር እጠቀማለሁ። እና በጣም ደስ ሚለው እንዳቅምዬ ነው እንግዲህ ያው ኢንተርኔት ቢኖረኝ እንግዲህ ደስ ይላል ግን እስካለለኝ ድረስ ደግሞ እንግዲህ እነዚህን ዳታ እየገዛሁ ምጠቀመው

ምን አይነት ልብስ ትወዳለህ ለሚለው ጥያቄ እንግዲህ ምን አይነት ልብስ ትወዳለህ ሚለው በየአንዳንዱ ሰው ምርጫ እና ፍላጎት ላይ የተመሰረተ ነው ምን አይነት ልብስ ትወዳለህ የሚለው እንግዲህ የኔ ምርጫየ ወይም እምፈልገው ልብስ ሰፋ ያሉ ልብሶች ማያጣብቁ በጣም ማይሞቁ በጣም ደግሞ ለብርድ ማጋልጡ አሉ ያው እርግጥ አየር ንብረቱ የሚቀየር ሰዓት የምንቀያይረው ልብሶች ይኖራሉ ግን አጠቃላይ የኔ ሰፋ ያሉ ልሶች ናቸው አካልና ታውቆም ይዘድስ ምናም እንደዚህ ጠበብ ያሉ ስሩዎች፣ ቲሽርትዎች፣ ሸሚዞች ምናምን በብዛት ጨማዎች መሆንም እንዲሁ በጣም አልፈልጋቸው ምርጫም አደሉኝ። ያው መካከለኛ ያሉ ሰፋ በተለይ ሸሚዞችና ሸርቶች ሰፋ ያሉ ለሙቀትም የተለዩ ስሩዎችን ስነሳራ እንደፈደኩ ዘናዊ እምሰራበት እና መንገድን እፈልገው እና ሰፋ ያሉ ነገሮችን እፈልጋቸው ሸርቶች ሸሚዞችን ስሩዎችን ብየው በጣም አልጠበው። ለቀቅ ያሉ፣ መካከለኛ የሆኑ ነገሮችን እና ሰፋ ያሉ የልስ ልሶችን እለሳለሁ። ብዙነት ነው ምትህ ልሶች ያን ያህል እመጣው የተለዩ ቀለማት ይኖራቸዋል። ምትህ ቀለሙ የራሴ ምርጫ ነው የሚሆነው ግን አጠቃላይ ለሰፋ ያሉ ልሶችን ምርጫየው የኔ።

ያው እንግዲህ በቤት ውስጥ ወይም በውጭ መሆን ትመርጣለህ ለሚለው እንግዲህ አብዛኛውን ሰዓት እንግዲህ እኔ በውጭ መሆን ይስ ይለኛል። ወንድ ልጅ እስከሆንኩ ድረስ ያው በውጭ የተለያዩ ሰዎች ጋር ጓደኞች ከስራ ባልደረባዎች ጋር ብናሳልፍ ደስ ይለኛል። ያው እንግዲህ ስራ ቤት ውስጥ ማለቅ ካለበት ደግሞ ግዴታ ስራውን ቤት ውስጥ ከሆነ ስራዬን ግዴታ ቤት ውስጥ እሰራለሁ ግን ፍላጎቴ ወደ ውጭ ነው። እንግዲህ አብዛኛው ጊዜ ሴቶች እቤት እሚቀመጡ እንጂ ወንዶች ወደ ውጭ ነው የምንሆነው እንደ ኢትዮጵያ ባህል። አብዛኛው ኢትዮጵያ ስራ ወንዶችም ወደ ውጭ ነው ወደ ቢሮም ወደ ተለያዩ እርሻ ስራዎች የሚሰማሩ ወንዶች እና የተለያዩ ስራዎች ዉሎ ነው ማታ ወደቤቱ የምመጣው። ሴቶች ደግሞ እንግዲህ አብዛኛው የቤት ስራ የሚሰሩትና የቢሮ የሚሰሩም አሉ ግን አብዛኛው የቤት ስራ ነው ቤታቸው የተለያዩ ስራዎች ሲሰሩ ይዉላሉ። ማታ ላይ ከባለቤቱ ጋር ተገናኝቶ ከልጆቹ ጋር ተገናኝቶ በጣም በሰፊው የሚወራበት ሰዓት ነው የለው እና በውጭ ብሆን ደስ ይለኛል። ከተለያዩ ጓደኞች ጋር ከተለያዩ ስራ ባልደረቦች ጋር። አብረን እየዋልን እየተዝናናን እንውላለን ያው ሲመሽ ወደ ቤታችን እንለያያለን። ማታ ደግሞ ከቤታችን ቁጭ ነን። ማውራት ያለብን የተለያዩ ወሬዎችን እያወራን እቅዶችን የተለያዩ ነገሮችን

በስልክ ገንዘብ ትልካለህ አዎ በጣም ነው የምልከው በጣም ነው የምልከው። ያው እንግዲህ ንግድ እንግዲህ ባንኮች የተለያዩ የመላኪያ ዘዴዎች አመቻችተውልናል እና በስልካችን መቀበል መላክ እንችላለን ያው እንግዲህ አጠቃቀሙን እስከቻልነው ድረስ። ከተለያዩ ባንኮች ጋር ሳገናኘው ድረስ በቀላሉን መንገድ በቀላሉ ነገሮች ተጠቅመን ያው ለሚፈልግ በሰው መልአክ ለሚፈልገው ሰው የተለያየ ነገሮች ስንገዛ ስንሸጥ። ዋና የተለያየ መቀበል መሸጥም የተለያዩ ገንዘቦችም መላክም መቀበል አለ እና። ከዚህ ጋር አየያዞ እንግዲህ ስልክ በጣም ፈጣኑና በቅርብ የምናገኝው እስከ ሆነ ድረስ ያው የተለያዬ ባንኮቺ መሄድ ሳያስፈልገን። ገንዘቦችን ተቀባብለን ተላልከን በእጅ ከሆነን በእጅ ተቀባብለን በእጅ ካላዝንም ደግሞ ገንዘቡን ተላልከን በስልካችን ያው ገቢዎችን አይተን። ብሩን መድረሱን አረጋግጣለሁ ከዚያ በኋላ እንለያያለን። ያው እንግዲህ እሱ ላይ አለው። እና ከዚህም አልፈው ደግሞ ተለያየ ደንበኞች ጋር ስንገበያይ ከጊዜ በኋላ ስንግባባ ያው ገንዘቡን በስልክ ምንለላከወም። ያው አንደዋወላን የዚህ ጥሪ ከተደረገ ማለት ከተግባባን በኋላ ያው የምልክለት ይልካል። የሚፈልገውን እልክለታለው የምፈልገውን ይልክልኛል እና ገንዘቡም በዚያ ልክ ነው የሚሆነው በስልክ የተለያዩ ነገሮችን እለላካለን

ምን አይነት ቦርሳ ትጠቀማለህ? ለሚለው ጥያቄ እንግዲህ ቦርሳ እንግዲህ ብዙ አይነት ቦርሳ አለ ትልልቅ ቦርሳዎች ልብሶች አሉ ትንሽ አሉ ያው በጣም በቀላል ልይዛቸው ደግሞ አሉ። በኪስ የሚገቡ በርሳዎችም አሉ እንግዲህ ያው እኔ የምጠቀመው እንግዲህ አብዛኛውን በኪስ የሚገቡ ቦርሳዎችን ነው። ለብር መያዣ ለተለያዩ መረጃዎች መያዣ ፎቶዎችም አንዳንድ ማስታወሻዎችም የሆነ ሊሆን ይችላል እንግዲህ ትንሿ ቦርሳ በጣም የልብሶች በተለይ የእሱ በኪስ የሚገቡ ቦርሳዎች አሪፍ ናቸው እነሱ ደስ ይላሉ። እንጠቀማለን። የምንፈልጋቸውን በጣም ደቃቅ የሆኑ መረጃዎችን የምንይዝባቸው ናቸው። ያው ከቦርሳችን በቀላሉ ወጥተን የምንፈልገውን ነገር ያው የተጻፉ ነገሮች ሊሆን ይችላሉ ሌሎችም እንግዲህ ሊሆን ይችላሉ የምናይበት ሁኔታ ነው ያለው እና እሱን ቦርሳ የምጠቀምበት በተለይ የኪስ ቦርሳን እጠቀማለሁ ሌሎች ሰዎችም ቀለል ያሉ ቦርሳዎች ደግሞ ከሌሎች ደግሞ ትንሽ መለስ ያሉም አሉ ቦርሳዎች እነሱን ይጠቅማሉ በአብዛኛው የምጠቀመው እኒ እንግዲህ የኪስ ቦርሳ ነው። ብርም ስይዝም ሆነ ሌሎች ነገሮችን አንዳንድ መረጃዎችን ስይዝ በሱ እይዛለሁ። ስፈልግ ወጣ አድርጌ ያው የምጠቀምበት ሁኔታ ነው ያለው ማለት ነው።

ጠዋት ወይስ ማታ ሰው ነህ የሚለው ጥያቄ እንግዲህ ይሄ እንግዲህ ሁለት ትርጉም ይኖረው ይኖረዋል አለኝ። ይሄ እንግዲህ ብዙ ትርጉም ይሆናል። እንግዲህ አረፍተ ነገሩ ትንሽ ጠዋት ወይም አታ ሰው እንደ ሀገራችን ለዛኛው የጧት ወይስ የማታ ሰው የሚባል ነገር አለ አንዳንድ ጠዋት ላይ ደስ ይለውና ማታ ላይ የሆነ የሚደብረው ነገር አለ። አንዳንድ ደግሞ ጠዋት ስራውን ሰርቶ የሆነ ደብሮትም ቢውል ማታ ደግሞ ከተለያዩ ሰዎች ጋር ተገናኝቶ ፈታ የሚል ሰው አለ። አንዳንዱ ደግሞ እንግዲህ ጠዋት ላይ ጥሩ ሀሳብ ያቀርብና ማታ ላይ የሆነ የሚያኮርፍ አለ ወይም በሀሳብ ሀሳብ ያፈርሳልን? አንዳንድ ሰዎች ደግሞ እንግዲህ ጠዋት ላይ ስማሙትን ማታ የሚያፈርሱ አሉ። እና እንደ አጠቃላይ ጠዋት ወይም የመጣ ሰው የሚለውን እኔ እንደ ሀሳብ እንግዲህ በስራ ምንገልጸው ጠዋት ወይም ዘመታ ሰው የሚለውን በስራ ነው የምገልጸው። አብዛኛው ምገልጸው በሰአት ሌሎች ባህሪ ሊኖሩ ይችላሉ ግን አብዛኛው ገጽም በስራ ነው። ጠዋት ላይ በጣም ስራዎችን እሰራለሁ ከሰአት ደግሞ ድካም ይመጣል ተለያዩ ነገሮች ይመጣሉ ከሰው ጋር ተገናኝቼ የምዝናን ነበር ሳንን አይደለም። ጠዋት ላይ ግን ተለያዩ ስራዎችን ሰርቼ ያው በጣም ከበድም ስራዎች መስራት ወሳኝ የሆኑ ስራዎችን እሰራለሁ ከሰአት ከምሳ በኋላ። ልዝናና እችላለሁ በተለያዩ ነገሮች ላይ ይችላሁ ከጓደኛ ጋርም ላዋራ ይችላሁ ያለበት ሁኔታ እኔ ጠዋት ሰው ነኝ ብዬ ነው የማምነው። እኔ

ወተት ትጠጣለህ? አዎ ወተት እንግዲህ በጣም ደስ የሚለው ሁኔታ ነው ወተት ማለት የእንስሳት ተዋጽኦ ነው የከብቶች ተዋጽኦ ነው የሌሎችም ተዋጽኦ ነው እንግዲህ የከብት የሆኑ ነገሮች እንግዲህ ተዋጽኦ ነውና ወተት ማለት በጣም ጠቃሚ ነው በተለይ ለልጆች ለህፃናት በጣም ጠቀሚ ነውና ይሄ ነገር ያው እንግዲህ ልጆች ሲያደርጉ ወተት ቢጠቀሙ ከእናት ጡት በተጨማሪ ወተት ቢጠቀሙ ጥንካሬ አለው ንቃተ ህሊና አለው ጉልበታዊ ይሆናሉ ለተለያዩ በሽታዎች አይጋለጡም እና እሱ ጋር ተየዘው ደስ ይላለኝ እና ወተት በልጅነቴም እኔም እንደገጠመኝ ከገጠር ጋር ከአርሶ አደሮች ስለተወለድኩኝ የወተት ከወተቶች ስላሉ ለግዴታ እጠጣለሁ እጠቀማለሁ ከሱም አልፎ ደግሞ እንግዲህ አሁን ከፍ ብልም ደግሞ ከፍ አሁን ደግሞ እድሜዬ ሲሄድ ይኸው ትልቅ በሆነም ከተማ ብቀመጥም ያው ግን ቤተሰብ ስሄድ በተለያየ ገጠመኞች ባገኘሁበት ሰዓት እንግዲህ እጠቀማለሁ ያው ለመግብነት እጠቀማለሁ ካለሌ ከቤት ደግሞ ለበአል ሰዓት ሲያምረኝም ሆነ ከሌት ከተማ ገዝቼ አሉ የሚያከራዩ ወይ ከእነሱ ተጠቅሜ ገዝቼ ፍላጎቴን አረካለሁ ማለት ነው በተለይ ገጠር ስሄድ ግን ያው ቤተሰቦቼ ጋር ስላለ እንደፈለኩት እጠቀማለሁ። እና ወታት በጣም ጠቃሚ ተዋጽኦ የወታት ተዋጽኦ ነው ወይም ምግብ ነው።

የትኛውም ባህላዊ ምግብ ትወዳለህ? ለሚለው ጥያቄ እንግዲህ ምግብ እንግዲህ በጣም ብዙ አይነት አለ ኢትዮጵያ በተለይ ኢትዮጵያ ላይ በጣም ብዙ ባህላዊ ምግቦች አሉ በተለያየ አካባቢዎች የሚዘጋጁ የተለያዩ ባህላዊ ምግቦች አሉ። በተለይ እንግዲህ እንደኛ የምንታወቀው አብዛኛው እንደ አካባቢያችን ሆነ በኢትዮጵያ አብዛኛው ሰዓት የምንታወቀው እንግዲህ ሽሮ ወጦች ሽሮ ወጥ በጣም በኢትዮጵያ በጣም በጣም ይታወቃል። የሀበሻ ጎመንም አሉ የሚባሉም አሉ እነሱ እነሱ ምግቦች በጣም ደስ ይላሉ የተለያዩ ምግቦች አሉ። እነሱ እነሱ እንግዲህ በጣም ተቀዳሚ ናቸው። የሀበሻ ምግቦች በጣም ብዙ ናቸው። በተለይ ሽሮ ወጥ እንግዲህ በጣም ደስ የሚል ምግብ ነው ቀላል ነው። ለጨጓራ በአጠቃላይ ለተለያዩ ነገሮች ውስጥ ላይ ገብተው ከሚቀሉ ነገሮች አንዱም ከተበሉ በኋላ የሚቀሉ የማይከብዱ ለአጠቃላይ ለሆድ የማይከብዱ ነገር ምግቦች። ሽሮ ነው ሽሮ በጣም ደስ የሚል ምግብ ነው ቀላል ነው። በቀላሉ የሚዘጋጅ ነው። ያው እንደ ኢትዮጵያ አጠቃላይ በጣም የተለመደ ምግብ ነው ሽሮ በጣም ደስ ይለኛል እንግዲህ እንጀራ ዋና ቋሚ ምግባችን ቢሆንም። ዳቦዎችም አሉ ሌሎችም አሉ ግን ያው እንግዲህ ሽሮ በጣም

የስራ ቦታህ እንዴት ነው የስራ ቦታህ እንዴት ነው የሚለው? ጥያቄ እንግዲህ የስራ ቦታዬ እንግዲህ ያው አብዛኛው ቋሚ ስራ የምለው እንግዲህ ያው በመስመር ላይ የምሰራው ስራዎች ከቤት ውስጥ ቁጭ ብዬ ስለምሰራው ያው የመቻል የቤት ውስጥ ስራዎች ከቤት ላይ በምፈልገው ቦታ ቁጭ ብዬ ስለምሰራው እሱ ደስ ይላል። ሁለተኛ ደግሞ እንግዲህ በአርሶ አደሬ ውስጥ ያለው ስራ ያው የምርት ስራ ነው ከአጠቃላይ ፍራፍሬዎች ጋር ተያይዞ እስካሁን አስሩት። ስለምን እንግዲህ በተለያዩ በገጠር ቦታዎች የምሰራ እሱ ትንሽ አሰቸሪ ነው ያው እየሄድኩ መንገድ ማለው የተለያዩ ነገሮች ማለው እሱ ጋር ተያይዞ እንግዲህ ያው ድካም አለው ላይመች ይችላል። ከቤት ውስጥ ሆኘ የምሰራው ስራ ግን በጣም አመች ነገር ነው የሚሆነው እሱ ደስ የሚል ሁኔታ ነው ያለበት እና በቤት ቁጭ ብዬ በምፈልገው ሰዓት በምፈልገው የአየር ሁኔታ በሙቀት ሊሆን ይችላል በቀዝቃዛ በፈለገው የአየር ፀባይ ልሰራ እችላለሁ። የስራ ቦታ እንዴት ነው የሚለው እንግዲህ ባለው ሁኔታ እንግዲህ የተሻለ ነው የማምነው እንዴ እኔ ራሴ ቀስበቀስ እያሻሻልኩ ለመስራት እሞክራለሁ።

በመስመር ላይ ሙዚቃ ትሰማለህ? ለሚለው ጥያቄ ደግሞ አዎ እንግዲህ እሰማለሁ። ያው ሙዚቃ ደስ የሚል ነገር ነው። የተለያዩ ነገሮችን የሚገልጽ ነው በዕልን፣ ወግን፣ ሀገርን፣ ታሪክን የተለያዩ ነገሮችን ነው እና ያው በስሜት ጋር ተንተርሶ ተለያዩ ድብርቶችም መጨናነቅም ነገር ሲመጣ የተለያዩ ነገሮችን ለመዝናኛም ይጠቅማል እና ከዚህ ጋራ አያይዞ እንግዲህ ያው ሙዚቃ ለስለስ ያሉ ሙዚቃዎችን የሀገር የሀገር ውስጥ ባህላዊ የሆኑ ዘመናዊ ሙዚቃዎች የምንሰማበት ሁኔታ አለ። ከስራ ስመለስም ሲደክመኝ ተለያዩ ነገሮች ስሜቶች ሲሰሙኝ ሙዚቃ በጣም ወሳኝ ነው እና አዳምጣለሁ ያው የምፈልገው ሙዚቃ በመስመር ላይ እየመረጥኩ አዳምጣለሁ። ያው ሁሌ አይሆንም ግን አልፎ አልፎ ያው በተለያዩ በምፈልግበት ጊዜያት ለምሳሌ ባዕላት ሲመጡ የተለያዩ ባዕላት እንዲገልጹ የተለያዩ ሁኔታዎች ሲመጡ እነሱን ተጠቅሜ አዳምጣለሁ ሙዚቃ። እናም ደስ በሚል ሁኔታ ነው ያለው። ሙዚቃን እወዳለሁ ያው ዘወትር ባይሆንም የተለያዩ ጊዜዎችን እያየሁ ግን እጠቀማለሁ። በተለያዩ ጊዜያትም እንደዚህ ያለ ሙዚቃ እወዳለሁ። ደስ ይለኛል በመስመር ላይ መስማት እወዳለሁ።

ወደ ሱቅ ከመሄድህ በፊት ዝርዝር ትጽፋለህ? ያው እንግዲህ እውነቱን ለመናገር እንደ አጠቃላይ ዝርዝር የምጽፍበት ሁኔታ የለም። ያው አብዛኛው አሁን አብዛኛው ሰዓት ሱቆች አሁን ላይ በአሁኑ ዘመን ላይ እንግዲህ ሱቆች አብዛኛውን ሰዓት ያው እንግዲህ ከቤት ድረስ እሚመጡበት ሁኔታ ነው ያለ። እና በተለያዩ ቦታዎች እንግዲህ አሉ በሰፈርም አሉ መሃል ላይም አሉ በተለያዩ ቦታዎች አሉ እና ያው እንግዲህ በምፈልገው ሰዓት ያው ቅርብ ነው አንድ ደቂቃ ሁለት ደቂቃ መንገድ ነች ሶ ወጣ ብለን እምንጽፈው እምፈልገውን ነገር ይዘን እንመጣለን። መጽሐፍ ዝርዝሩ ልምድ ቢኖር ደስ ይላል ዝርዝሩን አይቶ በአንዴ የምናመጣ መርሳት ይኖራል። ግን አብዛኛው ሰዓት እንግዲህ ዝምብለን ነው የምንገዛው በጣም ብዙ አስፈላጊ የሆኑ ነገሮች በጣም ብዙ አስቤዛ የሚመጡ ነገሮች ከሆነ ያው ዝርዝር ያስፈልገዋል እሱ ግድ ነው። ከዛ ውጪ ግን የእለት ከእለት የምናካሂዳቸው ነገሮች የምንመግባቸውም ሊሆን ይችላል ሌሎች ነገሮች የምንጠቀማቸው ነገሮች ግን ያው ዝም ብለን እንዲሁ በአዕምሯችን ይዘን እምንሄደውና ያው በጣም ትልልቅ እሚያስፈልግ በብዛት የሚያስፈልጉ ነገሮች ከሆኑ ግን ዝርዝር ግዴታ ያስፈልገዋል የዋጋ መጠን ጽፈን ነው። ከዛ ውጭ ግን ዝምብየ እንዲሁ ነው እምጠቀመው

አይስክሬም ትወዳለህ? ያው እንግዲህ አይስክሬም ማለት ጣፋጭ ነገር ነው። እንግዲህ ጥሩ ምግብ ነው። ግን ቢሆንም ግን ቢሆንም ጣፋጭ ነገር ብዙም ለሰው ላይ አይመከርም እንደ እኔ እኔ ብዙ ነገር ጠፋኝ ነገር አልጠቀምም ያው ትንሽ የራሴ ፍላጎት ነው ሰዎች ሊጥቀሙ ይችላሉ። ግን ያን ያህል ጣፋጭ ነገር ከእድገትም ጋር ተያይዞ እንግዲህ አብዛኛው ያደገው በአርሶ አደር ቤት ነውና የጣፋጭ ነገር የማግኘት እድላችን በጣም ትንሽ ነው። ለምሳሌ ሌሎችም ማር እንደማር ያሉ ነገሮች ያው ከቤታችን ካለ ያው እንጠቀማለን ከዛ ውጪ ግን በተለይ እንደዚህ ከተማ ላይ የሚሸጡ ነገሮች ጣፋጭ ነገር ያላችው ነገሮች የማግኘት እድላችን ድሮ ላይ ዝቅተኛ ነበረ እና አሁንም ያን ያህል ልምድ ስለሌለን አንጠቀማቸውም። ያው እንግዲህ አብዛኞቹ የምትጠቀመው ህፃናት ህፃናት ህፃናት ናቸው እነሱ በደንብ ይጠቀማሉ። እኔ ግን አሁን ላይ ያው አይስክሪም ጣፋጭ ነገሮችን የምጠቀምበት ሁኔታ አይደለም አልጠቀምም ድሮም አልጠቀምም አሁንም የምጠቀምበት ሁኔታ የለም። አልፎ አልፎ አንድ አንድ የሚያስፈልጉ ነገሮች ካሉ እነሱን እጠቀማለሁ ያው በሚያስፈልግበት ሰዓት። ከዛ ውጪ ግን ያው አይስክሪም ትወዳለህ ለሚለው ጥያቄ ያን ያህል ፍላጎትም የለኝም አልጠቀምም።

ስልጠና ትወስዳለህ? አዎ በሚገባ ነው የምወስደው። እንግዲህ ስልጠና ያው አብዛኛው ጊዜ አብዛኛውን ሰዓት በትምህርት ላይ ነው ያሳለፍነው እና በተለይ የአምስት አመት ቆይቶ የዩኒቨርሲቲ ቆታችን በኢንጅነሪንግ ትምህርት ላይ በኢንጅነሪንግ ሙያ ላይ ነው የሰለጠነው በምህንድስና በምህንድስና ነን ስራዎች ላይ ነው እንግዲህ ትምህርቶች ላይ ነው የሰለጠነው። ይኸው ሰልጥነናል ይኸው መጨረሻ ላይ ግን የምንፈልገውን ነገር ውጤቱ እንደጠበቅን ባይሆንም ግን እንግዲህ ለአምስት አመት ያህል የተለያዩ ትምህርቶችን የተለያዩ ሙያዎችን የተለያዩ ቤተ ሙከራዎችን የተለያየ አስፈላጊ ነገሮችን አይተናል የተለያዩ ቤተሙከራዎችን ላይ ሰርተናል። እንግዲህ የታየውን ነገር በተለይ አሪፍ አሪፍ የሚባሉ ነገሮችን አይተናል። ትምህርቱ ሚያዘውን ነገር ከዚህ ጋር አያዘው ደግሞ እንግዲህ ሌሎች ደግሞ በመስመር ላይ ያሉ ትምህርቶች ደግሞ ወስጃለሁ። ለምሳሌ የሰነ ጽሁፍ ስራ የተለያዩ በተለዩ ይዘት ላይ መጻፍ በተለያዩ መድረኮች ላይ በተለያዩ ማህበራዊ ሚዲያዎች የሚሰሩ ስራዎችን በተለይ ፕላትፎርሞች ላይ የሚሰሩ ስራዎችን ያው እንግዲህ ስራ መርጬ የሰለጠንኩኝ ሁኔታ አለ ያው እንግዲህ ከአመት በላይ ምናምን እንዲሁ ቆይቻለሁ በዚሁ አጋጣሚ ያው እንግዲህ የዩቲዩብ ይዘቶችን ሌሎች ታሪኮችን ዶክመንተሪዎችን እጽፋለሁ እንግዲህ በአሁን ባለኝ ጊዜ አሁን ባለኝ ሰዓት ማለት ነው

የምትመኘው የእረፍት ጊዜ ምንድነው? እንግዲህ እረፍት እንደ አጠቃላይ በጣም ወሳኝ ነው ለሰው ልጆች። አንድ ሰው ስራ ከሰራ በኋላ አርፎ፣ ጉልበቱን እንደገና አድሶ፣ አእምሮን አድሶ፣ በአዲስ ሀሳ በአዲስ ነገር፣ ራሱን ተመልሶ ሲመጣ ለቀጣይ ስራም ሆነ አሁን ላይ ለሚሰራው ስራም ደስ ብሎትኝ ይሰራል። ከዛ ውጪ ግን መጨናነቅ ካለ፣ አጠቃላይ ስራውም ደስ የማይለው ከሆነ፣ ውጤቱ የማያምር ከሆነ፣ ገቢውና ወጪው የማይመጣጠን ከሆነ እዛ ጋር አያያዞ ያው እንግዲህ ራሱን የቻለ ድብርት ጭንቀት የተለያዩ ነገር ቀጣይ ስራዎችን ለመስራት ፍላጎት መቀነስ። በጣም ብዙ ነገሮች አመላካቾች አሉና ከዚህ ጋር አያያዞ እንግዲህ እኔ የምመኘው እረፍት ጊዜ እንግዲህ ያው ቀን እሰራለሁ ማታ ላይ ብዝናና ደስ ይለኛል። በተለል አስራ አንድ ሰዓት ላይ ብዝናና ደስ ይለኛል። ቀን ላይም ምሳ ስባላም ትንሽዬ ብዝናና ደስ ይለኛል። በተለይ ማታ ማታ አስራ አንድ ሰዓት ግን ሁሌ ከጓደኛ ጋር እንኳን ሌሎች ሰዎች ጋር ያው ተዝናንቼ ወደ ስሬ የምመለስበት ሰዓት ነው ያለው ተዝናናለሁ ከዛ ማታ ደግሞ ያው እራት ይበላል ያው በቂ የሆነ እንቅልፍ ሰዓት ይወሰድና ለቀጣይ ስራ አዲስ ጉልበት ይሆነኛል ማለት ነው።

ሙዚየም መሄድ ትወዳለህ? አዎ እንግዲህ ሙዚየም ያው ብዙን ሰዓት አለድም ግን በሄር ደስ ይለኛል አልፎ አልፎ ግን መሄድባቸው አጋጣሚዎች አሉ። ለምሳሌ በቤተ እምነት ወይም በሃይማኖት ቤታችን በሃይማኖት ቤታችን የተለያዩ ቦታዎች አሉ ኢትዮጵያ ውስጥ እንደምታውቁ ተለያዩ የሃይማኖት ቦታዎች አሉ። ድሮ በጣም በድሮ በጥንቃቄ ተቀመጡ የተሰሩ ቦታዎች አሉ መጽሐፍቶች አጠቃላይ ታሪኮች። የድሮ ሰዎች የድሮ ጥንታዊ አባቶቻችን በደንብ የሰሯቸው ቦታዎች አሉ። እነሱን እኔን የምናይበት ያጋጠመኝ አለ የተለያዩ ዋሻዎች። ቤተክርስቲያኖች እንዴት እንደተሰሩ እንዴት እንዲያመሩ አተላየ ነገሮች ተቀርጾ እንደተሰሩ ተለያየ ነገር ሲጠቀምባቸው ነበሩ በለቱ የምናያቸው ነገሮች አሉ። እና እንግዲህ አንዳንድ ቀን በበዓል በበዓል ሳር ስንሄድ እንደ አጋጣሚ በተለይ ጊዚያት ስንሄድ የምናቸው ነገሮች አሉ እና ሙዚየም መሄድ በጣም ሁሉም ሰው ይፈለገዋለኝ ምክንያቱም የተለየ ነገር ያላየው ነገር ስለሚሄድ ደስ ይለዋል። እኔም በዚህ ገጥሜ እንግዲህ አንዳንድ ቦታዎች እጅ የማያቸው ነገሮች እነሱን መረጃ ይዤ ደግሞ በፎቶ መሆን በተለያዩ ነገሮች ይዤ ያው የማየበት ሁኔታ ነው ያለው ለሰዎችም ማስረዳበት ሁኔታ ነው

ግጭቶቻችን ማስተካከል ትችላለህ? ያው እንግዲህ ግጭት ይነሳል በአንድም በሌላም ይነሳል ግጭት እንግዲህ ከራስ ጋር መጋጨትም አለ ከሰዎች ጋር መጋጨት አለ አለመግባባት ይፈጠራሉ ስራው በሚሰራበት ሰዓት ያው እንግዲህ የተለያዩ ሀሳቦች ይጋጫሉ። ከዚህ አልፎ ደግሞ በአካልም ደግሞ የተለያዩ ነገሮች ሰው አልግባባ ሲል ወደ ግጭት የሚሄድበት ሁኔታ አለና ያው ለመፍታት እንግዲህ ሁሉም ሰው ሰላም ቢሆን ደስ ይለዋል ካልሆነ ደግሞ እንግዲህ ወደ ግጭት የሚሄድበት አጋጣሚያ አለ ከሰውም አልፎ የተለያዩ ሀገራት ሁኔታ የራሳቸውን እንግዲህ አንዱ ሀገር ከአንዱ ሀገር የሚጋጭበት ሁኔታም አለ። እነዚህን እንግዲህ በተቻለ አቅም ለማስተካከል መሞከር ነው ሰው ተመካክሮ ተነጋግሮ ሀሳብ ከሀሳብ ተቀየሮ ቢፈታ ደስ ይላል። ከዛውጭ አለው ግን ውጤት በጣም እየከበደ ነው የሚሄደው እና ለሰዎች ትንሽ የሚመች ሁኔታ እሚፈጠረው። እና ግጭቶችን ግን ማስተካከል ትችላለህ ለሚለው ጥያቄ በምችለው አቅም ለማስተካከል እሞክራለሁ እንግዲህ እኔ በቻልኩት አቅሜ የምችለው በጉልበት ይችላል ጉልበት ተጠቅሜ ሊሆን ይችላለን እንግዲህ ያሉ ነገሮችን ማስተካከል ያለብኝን ሀሳብ ሊሆን ይችላል በገንዘብ ሊሆን ይችላል። በአጠቃላይ በምችለው አቅም ተጠቅሜ ባስተካከል እኔ ደስ ይለኛልኝ ማለት ነው

ሾርባ ትወዳለህ ለሚለው ጥያቄ? አዎ በጣም ነው የምወደው ሾርባ። ያው ሾርባ ማለት እንግዲህ ከምግብ ጋር የሚወድ ነው እንደ ኢትዮጵያ ያው የተለያዩ ሾርባዎች ይሰራሉ እና በብዛት የምንጠቀመው ከምግብ ጋር ነው እኛ ያው ምግብ ጋር ይቀርባል ምግብ ከመብላታች በፊት ግን ስለሆነ ተጠቅመን ያው ለማለት ለማለስለሻነት በተለይ እ በአጽዋማት ቀን የሾርባ ቢኖር ደስ ይላለኝ። ከምግብ በፊት ያው የዋለን ጉሮሮ ድርቅ ያለን ጉሮሮ አለስልሶ ምግብ ብንወስድ ደስ ይለናል። እና ሸርባዎች አሉ የተለያየ አትክልቶች ሸርባዎች አሉ ከሩዝ ጋር እ ከተለያዩ ነገሮች ከሚሰሩ ሸርባ በጣም አሪፍ ነው። የተለያዩ አትክልቶች አብረው በአንተ ተጨምቀው ስለሚሰሩ ለጤና ለ አጠቃላይ የአመጋገብ ስርዓትን ለማስተካከል ደስ ይላል። እና ያው ጥሩ ምግብ ነው ብዬ አስባለሁ ሾርባ የማይወድ ሰው የለም ብዬ አስባለሁ። ሁሉም ሰው ይወዳለኝ እና እኔም ሾርባ እወዳለሁ ከምግብ በፊት እጠቀማለሁ። ከዚያም ቀጥሎ ምግብ እመገባለሁ እሱን እንግዲህ ለአእምሮ ለጤና እም አጠቃላይ ያለው ሁኔታ ደስ የሚለው ብዬ ነው የማስበው። እና ሾርዋ ምግብ በጣም ነው የምወደው የምጠቀመው እንደኔ ማለት ነው እና አሪፍ ምግብ ነው ብዬ ነው ምወስደው ነኝ።

የትርፍ ጊዜ ማሳለፊያዎች ምንድን ናቸው? ያው እንግዲህ ትርፍ ጊዜ ሲባል እንግዲህ ከስራ በኋላ ለመዝናናት ተውሎ ተላላዩ ሰዎች ጋር ለማውራት ተውሎ ያው አእምሮን ትንሽ ለመዝናናት ለማሳረፍ ድካምን ለመቀነስ ሲባል ተለያዩ መዝነኛዎች አሉ። እትርፍ ጊዜ ማሳለፊያ ቦታዎች አሉ። እኔ ምሳሌ የሚያሳልፈው እንግዲህ ቅድም ከዚህ በፊት በተለያየ እርስ እንዳነሳነው አስራ አንድ ሰዓት ላይ ይመቸኛል። ትርፍ ጊዜ ትንሽ ይሻላል በኖርም እንግዲህ ማሳለፊያውም እሱ ደስ ይላል። ያው እንግዲህ የቀኑ ስራም ድካም ማረፊያ ነው። ከዚያም ቀጥሎ ለማታው ደግሞ አሪፍ የሆነ ቆይታ እንዲኖር የተወሰነ መዘናኛች ቢኖር ደስ ይላል የእግር ጉዞ ሊሆን ይችላል ተለያዩ ሻይ ቡናችን ሊሆን ይችላል። ተለያዩ ስፖርት ክባቦች ምድሩ የአካል ቀጥ ቀስ ቀስ ቀስ ቀስ ምድሩ የተለያዩ ለምሳሌ ብስክሌት መጋለብ ሞተር ሳይክሎች መጋለብ። ሌሎች ነገሮች ላይ እነሱ እነሱ ጋር ተያይዞ ደስ የሚልበት ሁኔታ አለ በሱ ጊዜ ባሳልፍ እኔ ከምንም በላይ ደስ ይለኛል። እና አስራ አንድ ሰዓት አካባቢ ከጓደኛ ጋር ከቤተሰብ ጋር ሊሆን ይችላል ከተለያዩ ሰዎች ጋር አታሳልፍ። ያው ለቀጣዩ ስራ አሪፍ የሆነ ሁኔታ የሚፈጠር በጣም አጋጣሚ ነው ያለው። እና በተለያዩ ቦታዎችን የማሳልፈው እንግዲህ

የቤትህ ጣሪያ በምን የተሰራ ነው ያው እንግዲህ እንደ አጠቃላይ እንደ ኢትዮጵያ የቤት ጣሪያ አብዛኛድ የሚሰራበት እንግዲህ ከእንጨት ነው እንጨትም ባርዛፍ እንጨትም ሌሎች እንጨቶችም አሉ ወይሮችም አሉ ተለያዩ ጽድም አለ ያበሻ ጽዶችም አሉ ከዚህ ጋር ተያይዞ እንግዲህ አብዛኛው ግን ባርዛፍ በስፋት የሚገኝ ባርዛፍ ነው የኔን ቤት እንግዲህ ጣሪያው ባርዛፍ ነው ላዩ ቆርቆሮ ነው አልፎ አልፎ ደግሞ የከተማ ቤቶች ደግሞ ትንሽ የተሻሉ ቤቶች የተሰሩት ደግሞ እንግዲህ ራሳቸውን የተሻሉ አሉ ጣሪያዎች የሚለብሱትኝ እነሱን ይለብሳሉ ብረታዎች ሊሆኑ ይችላሉ ሌሎችንም ሊሆኑ ይላሉ እዚህ ጋር አያይዞ እንግዲህ የኔ ጣሪያ እንጨት ነው ያው እንጨትም የዋንዛ እንጨትን ነው እሱ ነው በብዛት የምንጠቀመው እንግዲህ አቅማችን በፈቀደ መልኩ ቤታችን በሰራንበት መንገድ እንግዲህ እሱ ጋር ለሰፊ ግቡር እንጠቀመዋለን ጥርጣሪ የኔ እንጨት ሰራም እንጨቱም እንግዲህ ተለይ ሊሆን ይችላሉ ግን የኔ የገጠመኝ እንግዲህ በአርዛፍ እንጨት የምጠቀመው እሱ ነው እንግዲህ ጣራው የምታየው እንደሱ ነው። ከዛ ከፍ ቀጥሎ ቆርቆሮ ነው ያለው። በዚህ ልክ ነው ያለ። ሁኔታ እንግዲህ

ወደ ስራ እንዴት ትሄዳለህ? እንግዲህ ወደ ስራ ሄዳለሁ የተለያዩ ስራዎች ሄዳለሁ እንግዲህ ያው አብዛኛው ቤት የምሰራው ስራዎችም አሉ። ግን አብዛኛው ደግሞ እንግዲህ ከምርት ጋር ተያይዞ የተለያዩ ፍራፍሬዎች አትክልቶች ጋር ተያይዞ ከማለማው ልማት ጋር ተያይዞ ግን ያው ወደ ስራ ግዴታ ወደ ገጠራማ ኢትዮጵያ አካባቢ ወጣ ማለት አለብኝ ነው። ከቤተሰብ ወጣ ብዬ የተመረቱ ምርቶችን ምንከባከብበት። ሰብሎች የተለያዩ ዝርያዎችን የተለያዩ ፍራፍሬዎችን እንከባከባለሁ። እሱ ጋር እጅግ የተለያየ አዝማሪዎችን የተለያየ አዝርቶችን እዘራለሁ እነሱን እየተንከባከብኩ በመስኖ ሊሆን ይችላል በክረምት ሊሆን ይችላል በመስኖም እነሱን አዘማምሬ። ያው በደንብ ሸካክፌ። ለሚቀጥለው ውጤት ደግሞ ውጤት ደግሞ ግዴታ ለሚፈልጉ ሰዎች አድርሼ የተለያዩ ገቢዎችን የማገኝበት ሁኔታ ነው ያለው። ከዚህ ጋር ተያይዞ ደግሞ በመስመር ያሉ ስራዎችን ደግሞ እሰራለሁ። የተለያዩ ደንበኞች ጋር የተለያዩ ሰዎች ጋር ተገናኝቼ የፈለኩትን ስራ እያስረከብኩ የምፈልገውን ገቢ። ያው ባወጣዉበት አቅም ልክ የሆነ ገቢን እጠይቃለሁ እኔም እቀበላለሁ ማለት ነው

በእጅ የሚሰራ ስራ ታደርጋለህ አዎ አዎ አብዛኛው ስራ የሚሰራው በእጅ ነው። ለምሳሌ ምርት በማመርትበት በሰአት እንግዲህ ፍራፍሬዎችን በምሰራበት ጊዜ በምተክልበት ሰዓት ወይ በምንከባከብበት ሰዓት በእጄ ነው የሚሰራው። አረሙ ለምሳሌ ማረሞች አረሞችን ሳሮችን ማስወገድ አረሞችን የተለያዩ ሳሮችን ማስወገድ ማረስ ማለስለስ። ስዘራም እንዲሁ ስንከባከብ ሳጠጣ በጀነሬተር ሳጠጣ ለምሳሌ በበጋ ላይ ሳጠጣ ሁለመናውን በእጄ የምሰራው እንግዲህ በእጄ የማያነካው ስራ አብዛኛው ሰዓት የለም። እንግዲህ ሁሉም በእጄ ነው ሚሰራው ማሽን እንግዲህ ኢትዮጵያ ስለሌለ ኢትዮጵያ ላይ ብዙም አይደለም አልፎ አልፎ አንዳንድ ነው የምንጠቀመው የሚጠቀሙ ሰዎች ያም ትንሽ የተሻለ ገቢ ያላቸው ካልሆነ በብዛኛው ስራው እንግዲህ በእጅ ነው የሚሰራው የሚሰበሰበውም በእጅ ነው የሚዘራውም። እንክብካቤ በአጠቃላይ ላይ የሚሰበሰበውን ሁሉ ነገር ወደ ገበያ የሚመጣውም እንግዲህ በጠቃላይ በእጃችን እየነካን ነው እየሰራን ስለሆነ የምናመጣው እና አብዛኛው ስራ ኢትዮጵያ ላይ በእጅ ነው የምሰራው በእጄ ነው። እንግዲህ አብዛኛው ሰማንያ ዘጠና ፐርሰንቱ በእጄ የምሰራው ብዬ ነው የማስበው

ምን ያህል ጊዜ ወደ ገበያ ትሄዳለህ? ወደ ገበያ ለመሄድ እንግዲህ ያው በምፈልግበት ሰዓት ነው የምሄደው ለምሳሌ መሸጥ መለወጥ ስፈልግ የተለያዩ አዝመራዎችን ሰብሎችን ስሰበስብ ፍራፍሬዎችንም ሆነ ስሰበስብ ወስጄ መሸጥ ፈስልግ አዝመራ ሰብሎች በደረሱበት ሰዓት ወይም ምርቶች በደረሱበት ሰዓት ገቢ ግዴታ ገበያ መውጣት ይፈልጋቸውናል ያስፈልጋቸዋልና ለመሸጥ ያው ግዴታ ገበያ መውጣት አለብኝ ማለት ነው ገበያ ወጥቼ ያው ባለው በዚያ ሰዓት ባሉበት የገበያ ዋጋ እሸጣለሁ። ገቢዬን ይዤ ወደ ቤቴ እሄዳለሁ። ሌሎችንም ይኖራሉ እንግዲህ ያ ጊዜ ወደ ገበያ ትወጣለህ የሚለው እንግዲህ እነሱን ይዤ እዳሄለሁ። በሳምንት አንዴ ሊሆን ይችላል ሁለቴ ሊሆን ይችላል ምርቱ በደረሰበት ሁኔታ ነው አብዛኛው ሰዓት የሚወሰነው። እና ያው ግን በሳምንት አንዴ ወይ ሁለቴ ሶስቴም ሊሆን ይችላል። እንግዲህ ያው እንደ ገበያው ሁኔታ ነው እንደ ያሉ ወቅታዊ ሁኔታ ያው ብሩ አሪፍ ከሆነ ወይም ገበያው አሪፍ ከሆነ ቶሎ ቶሎ መሄድ። የሚቀንስበት ሁኔታ ካለ ደግሞ ያው አቆይቶ በሌላ ጊዜ የሚቆዩ ሰብሎች ካሉ ማቆየት ቶሎ ቶሎ መሸጥ ካለባቸው ደግሞ ቶሎ ቶሎ መሸጥ

ቀዝቃዛ አየር ሁኔታ ትወዳለህ የሚለው ጥያቄ ደግሞ አዎ እንግዲህ ቀዝቃዛ አየርና በተፈጥሮዬ ደስ ይለኛል። እንደ አጋጣሚ ሆኖም ኢትዮጵያ የአየር ንብረቷ ደስ የሚል መካከለኛ ነው። ብዙ ሞቃትም አይደለም ቀዝቃዛም ማደል መካከለኛ ነው በቃ በመሃል ያለ ስለሆነ ደስ ይላል። በጣም ጥሩ የሚታይ ገጽታ ነው ጥሩ የሚባል ለአንድ ሀገር በጣም ጠቃሚ ነው። እና እንግዲህ ቀዝቃዛ አየር ሁኔታ እንግዲህ ከተለያዩ ሙቀቶች ከተለያዩ ሀሩሮች በጣም ሞቃትማ ከሆኑ ነገሮች የሚከለከለን ደስ ተመራጭ ነው። እና በጣም ቀዝቃዛ ሲሆን ደሞ እንግዲህ ትንሽ አስቸጋሪ ነው የሚሆነው ግን እንደ ኢትዮጵያ አጋጣሚ ትንሽ መካከለኛ እስከሆነ ድረስ ቀዝቃዛ ነው ደስ ይላል። ብዙ ሙቀት የለውም። ተስማሚ የሆነ ድረስ ከሆነ ድረስ ይመርጣለሁ ደስ ይላለኝ። ያው ምንም እንኳን በጣም ቀዝቃዛ ቢኖር ደግሞ ላይ ልብሶችን ለብሰን እናሳልፈዋለን። ግን አጠቃላይ እንዲህ አለ ሁሉም መካከለኛ እስካሁን ድረስ ደስ የሚልበት ሁኔታ ነው ያለ። እና እንግዲህ ቀዝቃዛ አየር ደስ ይላል ሰዎች ተስማሚ ነው ያው ብዬ ነው የማስበው ለኔም የምመርጠው ቀዝቃዛ ነው ሙቀት በመሰረቱ እኔ ሙቀት አልወድም። ያው ቀዝቃዛ እያለ ተመራጭ አየሁ አብዛኛው ስራዬንም ሆነ ለኔ ነገሮች የምሰራው

የምትወደው አትክልት ምንድነው ያው እንግዲህ ከዚህ በፊት በተለያየ ርስ ገለጨዋለሁ የኔ የምወደው አትክልት ብዙ አይነት አትክልት አይኖቻቸው አሉ አለም አለው እኔም እንከባከባለው ሌሎች አዕዝርቶችም ምርቶችንም አመርታለሁ። ግን ከምወደውና በጣም ደስ ከሚለኝ አትክልት እንግዲህ ሙዝ ነው። የሙዝ ጠቀሜታ ግን በጣም ብዙ ነው ሙዝ እንግዲህ ደስ ይላል የሚል ምግብ ነው ያው በቀንም አንድ ፍሬ ሁለት ፍሬ በቀን እመግባለሁ። ያው ባለበት ሰዓት ሲደርስ ሲደርስ ወራቱን ጠብቄ ማለት ነው። እንግዲህ ሙዝ ላይ በጣም ፍላጎት አለኝ አትኩሮት አለኝ እኔም ብዬ የማስበው ያው እኔም ስላለኝ፣ ስለምከባከበው እንግዲህ በጣም እጠቀማለሁ ብዬ ነው የማስበው። የሙዝ የሙዝ ጠቀሜታ በጣም ብዙ ነው። አሉት ካሉት አትክልቶች ያው ብዙ አይነት አትክልት አለ ግን እንግዲህ የምመርጠው ነው የምፈልገው ሙዝ በብዛት እንደምጠቀም ነው የምፈልገው እኔ የማሳይ የሚያሳይው ሁሌም እንደምጠቀም ያው ሙዝ ላይ ነው ብዬ ነው የማስበው እኔ። እና ሙዝን በጣም እፈልገዋለሁ። ደስ ይለኛል የተለያዩ ጊዜያቶች ባይኖረኝ እንኳን እየገዛሁ የምመገብበት ሁኔታ ነው ያለ። ያው እና ሙዝ በጣም ደስ ነው የሚለኝ።

ምን አይነት ሳሙና ትጠቀማለህ? ለሚለው ጥያቄ እንግዲህ ያው እንግዲህ ሳሙና ብዙ አይነት ሳሙና ሳሙናዎች አሉ እንግዲህ የልብስ ሳሙና አለ የገላ ሳሙና አለ ለእቃ የምንጠቀማቸው ሳሙናዎች አሉ የተለያዩ ሳሙናዎች አሉ እንግዲህ የተለያዩ ምርቶች አሉ ከዚህ ጋር እያይዞ እንግዲህ የምጠቀመው እኔ በተለይ ለገላ የምጠቀመው ሳሙና ገላ ለመታጣብ የምጠቀመው ሳሙና። ዱሩ የሚል አለ ምርት ወይም ዶብ አለ። ዶብ ላይ የሚመረን ዶብ ላይ ትንሽ ዋጋ ተጨማሪ አለው ዱሩ ግን መስፋት አለ ኢትዮጵያ ላይ የሚጠቀመው አብዛኛው ሰው የሚጠቀመው ዱሩ ነው። ሌላው የሳሙናዎችም ይኖራሉ እንግዲህ ደግሞ ቃለል ያሉ ያው መልስተኛ ላፌ እንደ ላይፍ ቦይ ሌሎች ሌሎች አሉ ለልብስ ደግሞ እንግዲህ ማራኪ ስካይ የሚባሉ ሳሙናዎች አሉ እነሱን በጣም አሪፍ ናቸው ልብስ በደንብ ያጸዳሉ ያጥባሉ። ኦሞዎችም አሉ ተጨማሪ የተለያይ ፈሳሽ ኦሞዎችም አሉ ግን ማራኪ ሳሙና በብዛት እጠቀማለሁ። ስካይም አለን የገላ ሳሙና ግን በብዛት በስፋት የምጠቀመው ዱሩ ነው ዱሩ ሳሙና በጣም እወደዋለሁ። ያው ለገላ ያው ገላዬን በመውሰድ ገላዬን በምታጠብ ሰዓት እሱን ነው የምጠቀመው

ወደ? የትኛው ቦታ ተጉዝህ ታውቃለህ ለሚለው ጥያቄ እንግዲህ ያው እንግዲህ ሰው ሲኖር የተለያዩ ቦታዎችን ይጓዛል በአንድም በሌላም በስራ ሊሆን ይችላል በትምህርት ሊሆን ይችላል። በተለያዩ በእምነት ቦታዎች ሊሆን ይችላል እንግዲህ እኔ የተለያዪ ቦታዎች እንግዲህ ተጉዤ አውቃለሁ ለምሳሌ ወደ ትምህርት ቤት ከፍተኛ ተቋማት ላይ ወደ ዩንቨርሲቲ ጎራ ብዬ ተምሬ አምስት አመት የምህንድስና ትምህርትን ተምሬያለሁ። ከሱ ቀጥሎ በዚያ ላይ ደግሞ እንግዲህ ትምህርት የሰደኝ የተለያየ ቦታዎችን ጎበኝቻለው በዚህ አጋጣሚ የተለያየ ከተሞችን አይቻለሁ የሀገራችን ከተሞች። ከሱ ቀጥሎ ደግሞ የተለያየ እምነት ቦታዎችን አይቻለሁ ለምሳሌ እንደ ላሊበላ ትልቁ በኢትዮጵያ የሚጠራ ታላቃዊ ቅርስ የሚጠራው ይኸው ብዙ የውጭ ሀገራት ሀገር ዜጎችም መጥተው የሚወጣኝ። በስራው ተደንቀው እንዴት ሆነ የሚለውን ነገር ጥያቄ እስኪፈጥርባቸው ሰዓት ድረስ አይተው የሚሄዱበት አጋጣሚ አለ። በዚህ አጋጣሚ ላሊበላም ቢታይ በጣም ብዙ ሰው ቢያየው በጣም ብዙ ነገር ይማርበታል በጣም ብዙ ነገር ያተርፍበታል ብዬ አስባለሁ። እና ላሊበላ እንግዲህ አየዋለሁ እኔ ደስ የሚል ነገር ነው በጣም ብዙ ነገር የሚያስተምር አለው ከአእምሮ በላይ የሆነ። ያው እንግዲህ ሄዶ ላላየው ሰው። እንደዚህ በፅንሰ ሀሳብ የሚገባ ነገር አይደለም ሄደው ሲያዩት ነው ሁሉ ነገር ደስ የሚለው እና። ላሊበላን በጣም የምወደው ከመጎበኙም ቦታ እሱን

ውሃ ማምጣት ታውቃለህ አዎ በጣም ነው የምወቀው። ውሃ ማምጣት እንግዲህ ያው አብዛኞቻችን እንግዲህ የኢትዮጵያ ህዝብም አርሶ አደር እስከሆነ ድረስ ያው ውሃ መምጣት። በገጠራማ ቦታዎች ያሉ ተለያዩ ወንዞች እንደ ተለያዩ ኮሬዎች ከምንጮች ስለሚቀዳ ያው በድሮ ዘመን። ያው እንግዲህ የተለያዩ ቦታዎች እየሄድን የምንቀደው ለእናት አባቶቻችን ስንታዘዝ ከዛ ጋር ለምን ቀደው የምንቀደው የምንቀደው ድሮ አንስተን የለመደው ነገር ነው። ከተማ ስንገባም እንግዲህ በተለያየ ሁኔታ ያው ከቤታችን ብትኖርም ውሃ ያው እንግዲህ ግን በምትጠፋበት ሰዓት በለለች በሰአት ደግሞ ተለያዩ ቦታዎች ህደን ምናመጣበት ሰዓት አለ። ዉሃ ከመምጣት በጣም እችላለሁ አውቃለሁ ከድሮ አንስቼ አሁንም ቢሆን ያው እወስዳለሁ ለሚፈልገው ሰዓት። በምፈልግበት ሰዓት ውሃ ክሌለኝ ከቤት ከሌለኝ በቅርብ ከሌለኝ ወደ አለበት ቦታ ሄጄ የማመጣብት ጊዜ ነው ያለው። ወደ ገጠር ስንሄድ ደግሞ ቤተሰብ ስንሄድ ደግሞ እንግዲህ ያው ትንሽ መንገድ ይኖረዋል ከሱ ጋር ተጉዘን የምናመጣበት ሁኔታ አለ። እና በዚሁ አጋጣሚ እንግዲህ ውሃ ማምጣት ከድሮ አንስቼ የለመድኩት ስራ ነው ባህል ነው። ያው ማምጣቱ ደስ ይለናል እየተጫወትን አብረን ከሰዎች ጋር ስለምሄድ ከጓደኛ ጋር ስለምሄ ደስ ነው የሚለን እንደውም በዚሁ አጋጣሚ

የምትወደው ሽታ ምንድነው? ያው ሽታዎች እንግዲህ የተለያዩ ስሜትን ይሰጣሉ። በተለይ ተፈጥሮ ሽታዎች ከምንም በላይ ማራኪና ደስ የሚሉ አጠቃላይ ለአእምሮ ደስ የሚሉ ሽታዎች አላቸውም። ሰው ሰራሽም የሆኑ ደግሞ አሉ ሰው ሰራሽ ቢሆኑም ግን ያው የሆነ ኬሚካል ያለባቸው ናቸው እና ያው የራሳቸው ጥቅም ሊኖራቸው ይችላል ጉዳት ሊኖራቸው ይችላል። የተፈጥሮ ሽታ ግን አጠቃላይ በተለይ በዛፎች ጋር በተለይ ወቅቱን ጠብቀን ክረምት ጋር ተያይዞ የሆነ ክረምት መጨረሻ አካባቢ የተለያዩ አበባዎች በሚፈነዱበት ሰዓት እነሱ እነሱ ሽታዎች በጣም ደስ የሚል ሽታ ነው። ኢትዮጵያ ደግሞ በዚህ በተፈጥሮ ሀብት የታደለች ነች እና የተለያዩ እጅግ በጣም ብዙ አበባዎች አሏት አትክልቶች አሏት ፍራፍሬዎች አሏት ዛፎች አሏት የነሱ ሽታዎች እንግዲህ በወቅቱ በሚያፈሩበት ሰዓት በሚያብቡበት ሰዓት ስንሄድ በጣም ደስ የሚል ሽታ አላቸው። ከዚህ ጋር አያይዞ እንግዲህ የጽጌሬዳ አበባ ሽታ ደስ ይላል የጤና አዳም የምንለው። ፍራፍሬ አለኝ ወይም ለተለያዩ ምግብ የምንጠቀመው እሱ ጋር አለ እሱ ጋር ደስ ይላል የተለያዩ ዝቃቅቤ የሚባልም አለ የተለያዩ ፍራፍሬዎች አሉ ሽታዎች ደስ ይላል። እዚህ ጋር አያይዞ እንግዲህ ጽጌሬዳ ጤና አዳም የተለያዩ ሽታዎችም ደስ የሚሉበት ሁኔታ ነው ያለ እነሱን እወዳቸዋለሁ

ፎቶ ማንሳት ትወዳለህ? አዎ እንግዲህ ከዚህ ቀደም በሌላ እርስ የምትነጋገርነው ፎቶ ማንሳት እንግዲህ እወዳለሁ። በጣም ለተለይ ደስ የሚለኝበት ቦታ ሳገኝ የሆነ ማስታወሰው ነገር ሲሆን በቃ ደስ የሚል ነገር የተለየ ነገር ሳይ የተለያዩ ቦታዎች ስሄድ ተለያዩ ጊዜያቶችን ያሳለፍናቸው ነገሮች የማንገናኝ በተለይ የማናገኘው ነገር ሲሆን ያው አንዴ ካየነው በኋላ ደግመን ማናገኘው ነገር ሲሆን እሱን ማንሳት ደስ ይለኛል። ራሴን ደግሞ አልፎ አልፎ የሆነ ቦታ ስሄድ ለምሳሌ በአትክልቶች መሃል በፍራፍሬዎች መሃል በተለያዩ ምርቶች መሃል የውሳየው ቡቃያዎች ደስ ይለኛል ሲያፈሩ ሳያቸውም ደስ ይለኛል የሆነ ውጤት ውስጥ የሚያምር ሆኖ ሲሆን ደስ ይለኛል። በተለያይ ቦታዎችን በሸንተረሮች በጋራዎችም በወንዞችም በተለያዩ ሰዎች ጋር መናፈሻ ቦታዎችን ማጠቃለያ የባለው ነገር ጋር ሳይ በቃ ትዝታ እስከሚሆን ድረስ ፎቶ እነሳለሁ የምፈልገው ነገር የምፈልገው ቦታ አስቀምጣለሁ ጥንቃቄ ባለበት ቦታም እና እሱ በጣም ደስ የሚል ሁኔት ነው ያለው እና ፎቶ ማንሳት እንደ አጠቃላይ እወዳለሁ ከጓደኛሽ ጋር ከተለያዩ ሰዎች ጋር ያው እሱ ነገር መልሰን በኋላ ሰዓት የሆነ ሰዓት ስለሚጠቅመና ያው እንደ ማስታወሻ ስለሚጠቅም ደስ

የምትመኘው ስራ ምንድነው? ይላል የሚለው ጥያቄ ደግሞ እንግዲህ የምመኘው ስራ እኔ ያው እንግዲህ ሁሉም ሰው ስራን ሲሰራ ያው ቀለል ባለው ሁኔታ ብዙ ገንዘብ ማግኘት ነው በቀላል ስራ ብዙ ገንዘብ ማግኘትን ይመኛል እና ያው አድካሚ ባልሆነ በጣም ብዙ ጉልበት የማያወጣ ወጭ የማያወጣ ስራዎችንም በቀላል ሰርቶ የሚያገኝበት ገቢ ቢኖረው ደስ ይለዋል። ግን ሁሉም እንዳሰበው አይሳካለትምና ወይም እንደሚፈልገው ነገር አይሄድለትም እና የሚችለውን እንግዲህ የአንዳንዱ ቀላል ሊሆን ይችላል የአንዳንዱ አድካሚ ሊሆን ይችላል ብቻ ሁሉም ገቢ ያስገኛሉ። እኔ የምፈልገው ደግሞ እንግዲህ በተለይ በመስመር ላይ ያሉ ስራዎች ያሉ ስራዎችን እየሰራሁ ያው እነሱ ትንሽ ጉልበትን ትንሽ ወጪን ይቀንሳሉ እንደ ስራው አይነት ይለያያል እርግጥ። ግን ቢሆንም እነሱ ትንሽ ቀለል ይላሉ የተለያዩ ጉልበትን የተለያዩ ነገሮች ስለሚቀንሱ እነሱን ስራዎችን እየሰራሁ ያው ትልቅ ገቢ ባገኝ ደስ ይለኛል። ያው ትንሽ የምርት ስራዎች የፍራፍሬ ስራዎች አድካሚ ስለሚሆኑ ድረስ እስካሁን። እነዚህ የመስመር ስራ የመድረክ ስራዎች ግን ትንሽ የተሻሉ ናቸው ያው ዘመናዊ ናቸው ስራዎቹም አድካሚነት የላቸውም ፀሀይ ሙቃት ብርድ ቅዝቃዜ የለም። በሚመቸን ሰዓት ስለምንሰራው እሱን ብሰራ በተለይ ከፍ አድርጌ ብሰራ እኔ ደስ የሚልብኝ ሁኔታ ነው። ያለ እሱ ላይ

መዋኘት ትችላለህ? አዎ በሚገባ ነው። የምችለው እኔ እንግዲህ የአርሶ አደር ልጅ እስከሆነ ድረስ ይው የተለያዩ ወንዞችን ማቆራረጥ አይችልም መቁረጥ የተለያዩ ወንዞችን እናቆራርጣለን እንሻገራለን። ወደምንፈልገው ቦታ ያው በተለይ በድሮ ጊዜ ያው ዋና ነው አሁን አሁን ያው የተለያዩ ጀልባዎች ምን ሊሆን ይችላሉ ይችላል። ግን እንግዲህ በሰፈር ያሉት ትልልቅ ወንዞች አሉ በተለይ ክረምት ላይ ውሃዎች ይጨምራሉ ስለዚህ አማራጫችን መዋኘት ካልሆነ ወደምፈልገው ቦታ በቀላሉ መሄድ አንችልም። እና ያው ከትንሽነታችን ጀምሮ ከህፃንነት ጀምሮ ያው ዋናዎችን እንለምዳለን። ከዚሃ በኃላ ከፍ ስንል አንድግዜ ከለምድነው በኃላ ስለማይጠፋነ ያው በየሰአቱም እንግዲህ ሙቀድ ስራ ስራ ነው ሙቀድ የምቀርበው ሲሆን ተለያዩ ገላዎችን ልንታጠብ ስንል ግዴታ ውሃ ያስፈልግናለን። መዋኘት እንችላለን በጣም ምችለው እኔ እዋኛለሁ። ያው በተለይ መስከረም ላይ በዓል ለማክበር ቅዱስ ዮሐንስ ምናምን ስንሄድ አዲስ አመት መግቢያ ኢትዮፕያ ላይ ነው እና መስከረም ላይ ነው በጣም እንዋኛለን ደስ የሚል ሁኔታ ነው። ያለበት እና መዋኘት እንደ አጠቃላይ በጣም ነው ምችለው ብዬ ነው የማስበው። እኔ ማይጠፋ ሙያ ስከወን እኔ ለምጄዋለሁ ይኸው በጣም ረጅም ርቀት ያለው ካልሆነ መዋኘት ያው አደጋ ቢገጥመኝ ራሱ መዋኘት እችላለው

ማታ በምን ሰዓት ትመገባለህ? ያው እንግዲህ ማታ ማታ ላይ ከስራ መልስ በኋላ ነው። ያው አብዛኛው ሰዓት እንግዲህ እራት ነው ማታ ላይ የሚበለው ምግብ እራት ነው የሚባለው እና እሱ ደግሞ እንግዲህ የአብዛኛው ምመገበው ሰዓት ከሁለት ሰዓት እስከ ሶስት ሰዓት ተኩል በቃ በዛ በእስከ ሶስት ሰዓት ተኩል ነው አዛ ውጪ ግን ሁለት ሰዓት እስከ ሶስት ሰዓት ባለው ጥሩ የመመገቢያ ሰዓት ነው። ሁሉን ሰው የመገቢያ አለኝ ከዚያ በኋላ ያው ትንሽ የተለያየ መረጃዎችን አይቼ የምተኛበት ሰዓት አለ። ለምሳሌ ስልኬ ላይ የተለያዩ መረጃዎችን የወልወሌ የአለም በቃ አጠቃላይ ያለው መረጃ ስለ ትምህርት ሊሆን ይችላል። አጠቃላይ የሃያ አራት ሰዓት ያሉ መረጃዎች ነው ምን አዲስ ነገር አለው ብዬ ገብቼ የማይበት ሁኔታ ይኖራል እና አጠቃላይ ደግሞ ስለ አለም ያሉ መረጃዎችም መያዝ እችላለሁ። እኔ እንግዲህ የራት ሰዓት ማታ ላይ የማታ ምግብ ወይም የምመገበው ከሁለት ሰዓት እስከ ሶስት ሰዓት ባለው ሁኔታ ነው። እና በዛ ላይ የጥሩ ሰዓት አለ ምክንያቱም ትንሽ ተንቀሳቅሼ የማየው ነገር ይቺን ያው አራት ሰዓት አምስት ሰዓት ብዬ እንቅልፍ ሰዓት ነው ተኛለሁ። ለነገው ደግሞ ጥሩ የሆነ ስራ ሰዓት ይኖራል። የአዲስ ጉልበት አዲስ ሀይል ይዤ ስለምነሳ ለነገው ጥሩ ሰዓት አለው ብዬ ማስበው

ዋይፋይ ትጠቀማለህ? ለሚለው ጥያቄ እንግዲህ የው ከዚህ በፊት በተደጋጋሚ የተለያየ እርዕስ እንዳነሳነው የምትጠቀመው ያው እኔ ዳታ ነው። ስልኬ ጋር ዳታ ነው የቀን የሳምንት የወር እኔ እነደዚያ እየሞላው ነው የምጠቀመው። ያው እንደ ብሬ መጠን እንደ ኪሴ መጠን ኪሴ ላይ እንዳለው ገንዘብ ነው የምትጠቀመው። ዋይፋይ አንዳንዴ እጠቀማለሁ ለምሳሌ ወደ ከተማ ወጣ ስል በሆቴሎች የተለያዩ ተቋማት ላይ እንግዲህ ዋይፋይ አለ የሆነ ፍሪ የሆነ ዋይፋይ አለ እሱን እጠቀማለሁ። ግን በብዛት ቤቴ ላይም ሆነ የተለያይ አብዛኛው ማታ ላይም ቤት ላይም ስለ ቤት ላይም ስለ አብዛኛው ነገር ስለማያቸውም ቤት እስከሆነ ድረስ የምጠቀመው ዳታ ነው እንግዲህ ዋይፋይ የለኝም። ወጣ ስል ደግሞ ግን አንዳንድ ጓደኛ ጋር ስዋጣ እንግዲህ ዋይፋይ ካለ በዛ አጋጣሚ እጠቀማለሁ ማለት ነው። ዉጭ እያለው እንግዲህ የምጠቀመው ይኸው በዳታ ነው ዳታ እየሞላው ነው ያለኝን ብር መጥን ሞላለሁ ዳታ እጠቀማለሁ የምፈልገውን መረጃ ማየት እችላለሁ ማለት ነው። እና አንድ አጠቃላይ በብዛት የምትጠቀመው ያው ዳታ ነው ዋይፋይ አልፎ አልፎ ባገኘውበት ሰዓት ነው የምጠቀመው ብዬ ነው የማስበው እንደኔ ያው ቢኖረኝ ደስ ይለኛል እንግዲህ ግን እስካሁን የለኝም ዋይፋይ። ዳታ እምጠቀመው

ማንቂያ ሰዓት ትጠቀማለህ ለሚለው ጥያቄ እንግዲህ የማንቂያ ሰዓት ብዙም አልጠቀምም እንግዲህ ያን ያህል ያው እንግዲህ አንዳንዴ በጣም አስፈላጊ በሚሆንበት ሰዓት አስፈላጊ ነው ማንቂያ ሰዓት። እንግዲህ በጣም አስቸኳይ በሆነ ሰዓት ለምሳሌ አንዳንድ መልእክቶች ይገባሉ ብዬ እየጠበቅኳቸው የምረሳው ከሆነ እንቅልፍ ተኝቼ ደግሞ መነሳት ግዴታ መነሳት ያን ነገር ተነስቼ መስራት ያለብኝ ከሆነ የማንቂያ ሰዓት ግዴታ አንዳንዴ አልፎ አልፎ እጠቀማለሁ። እሞላለሁ ካዚያ በኋላ የማንቂያ ሰዓቱ ያው በሚጮህበት ሰዓት ወይም ጥሪ የሚያደርግበት ሰዓት እንግዲህ ያው ተነስቼ የምሰራዬን እሰራለሁ። ግን እንደ አጠቃላይ በብዛት አልጠቀምም የማንቂያ ሰዓት። ያው ስራዬን በአግባቡ ሰርቼ ለመተኛት እሞክራለሁ ወይም በቃ ያው እስከቻልኩት መጠን እሰራለሁ ከዚያም ወደ ምፈልገው ነገር እሄዳለሁ። የተለያዩ ነገሮች ደግሞ እንግዲህ የሚገቡ ከሆነ የተለያዩ መልእክቶች የሚገቡ ከሆነ ያው እረሳዋለው ብዬ ካሰብኩት በዚያ ሰዓት ያው ማንቂያ እቀጥርና ከዚያ በኋላ የለምፈልገው ሰዓት ማንቂያውን ስሰማ መልእክቶችም የተለያዩ ነገሮችን አይቼ የማስተናግድበት ወይም የምሰራበት ሁኔታ ነው

ቤትህን ምን ያህል ጊዜ ታጸዳለህ? ያው እንግዲህ ቤት የሚጸዳበት ሰዓት አለው ራሱን የቻለ ሰዓት በተለይ መኖሪያ ቤት ሰዓት ከሆነ እንግዲህ የራሴን የራሴን ማጸዳበት ቤት በቀን ሁለቴ ነው እንግዲህ በቀን አንዴ ግዴታ ነው ካልቻልኩ ከቻልኩ ደግሞ በቀን ሁለቴ ለምሳሌ ጠዋት እነሳለሁ ቤቴን በደንብ አጸዳለሁ ያው ፏፏ አድርጌ ስራዬን እሰራለሁ። ከዛ ደግሞ እንግዲህ ውሎዬን ከዋልኩ በኋላ ደግሞ አንዳንድ የሆነ የሚቆሽሹ አቧራ ብናኞች የተለያዩ ጫማ ነገሮች ምናምን የሚገቡ ነገሮች ይኖራሉ። እና እነሱን ደግሞ እንግዲህ ማታ ያው ከአስር ሰዓት አስራ አንድ ሰዓት አካባቢ ከቻልኩ ጽድት አድርጌ ለምሽት ደግሞ አሪፍ እንዲሆን አደርጋለሁ። ስራ ከሌለ ምናምን እሺ ያው ጊዜ ካለኝ ነው። ከለሌኝ ደግሞ እንግዲህ ያው ማታ ጠዋት ላይ አንዴ አጸዳለሁ ከዚያ ውሎዬን አሪፍ የሆነ ቀን እውላለሁ። ከዛ ሰዓት ከሌለኝ ቀጥ በቀጣይ በነጋታው ደግሞ ጠዋት ላይ ያው ማጸዳበት ሁኔታ ነው። ያለን እንደ አጠቃላይ እንግዲህ ያው እንደ አቭሬጅ ያው በቀን አንዴ ነው አስፈላጊ ከሆነ ደግሞ በቀን ሁለቴ የማጸዳበትም አለ እሱን ጊዜውን እያየሁ ሰዓት ካገኘሁ ምናምን ነው የሚሆነው

መንዳት ትችላለህ ለሚለው ጥያቄ እንግዲህ መንዳት ማለት እንግዲህ ከዚህ በፊትም በተለያየ ርዕስ አውርተነዋል መንዳት ማለት መኪና መንዳት ጋር ተያይዞ ነው እንግዲህ መኪናዎች ማሽከርከር ወይ መንዳት እሚለው ነው። ይሄ እንግዲህ እኔ እንግዲህ መኪና ትልልቅ መኪና መንዳት አልችልም። ግን እንደ አቅሜ እንደ መዝናኛ ወይም እንደ ያው ለልምድም ቢሆን ብዬ እንግዲህ የተለያየ ብስክሌቶችን እንዳለሁ። ሞተር ሳይክሎችንም እነዳለሁ እንግዲህ ያው ለመዝናኛ ሲባል በዚያውም ጠቃሚ ነገሮች ናቸው ለአንዳንድ የሆነ ቦታ አስቸኳይ ሲሆን እንሄዳለን። በአጠቃላይ ለአካል ብቃት እንቅስቃሴም በተለይ ሳይክል በጣም ደስ ይላል በጣም ብዙዎች ዘንድ ይመከራል ሳይክል በጣም ደስ ይላል። እንዲያውም በዚህ አጋጣሚ ግን እኔ ሞተር መንዳት በጣም ደስ ይለኛል እሚገርመው በጣም ነው አሁን ላይ ራሱ። እንደዚህ ወጣ ስል መስመር ላይ ጉዞ ሳደርግ ምናምን ጓደኛ ጋር የሆነ ጉዞ ስናደርግ ያው የሞተር እና የሳይክሎች መዝናኛዎች የባጃጆችም አሉ። ያው ሞተር ያው የተወሰነ መንዳት አጠቃላይ የሆነ ለአእምሮ እረፍት ምን አጠቃላይ ጭንቀት ለማስለቀቅ ደስ እሚል ነገር ስሜት አለው። እና ሳይክል ሞተሮች መንዳት ልምድ አለኝ ደስ ይለኛል። እነሱ

የምታውቀው አንድ ምሳሌ ንገረኝ? ያው እንግዲህ ሰው የሚያውቀው በጣም ብዙ ነገር አለ። በጣም ብዙ ነገር እንግዲህ እንግዲህ በማንበብ የምናገኘው ምሳሌ አለ። በምንሰራው ምሳሌ አለ በተለያዩ ነገሮች እምንሰራው አለ። ለምሳሌ የማውቀው ምሳሌ እንግዲህ ይኸው በተለይ በገጠራማ አካባቢ በጣም ብዙ ነገር የምናውቀው አሉ ባሀላዊ የምናውቃቸው ነገሮች አሉ። ለምሳሌ አንዳንድ ነገሮች ይሻሉ ከጨዋታ ጋር አስመስለን የምናውቃቸው ነገሮች ይሄው እንግዲህ ይሄው እንደ ደብብቆች ጨዋታ። የተለያዩ አረሞችን የምናርም ያው ማጨዶችን ተጠቅመን ምናምን የተለያዩ የግብርና መሳሪያዎችን ተጠቅመን። የተለያዩ ነገሮችንም የምንሰራ ይኸው ትልልቅ ነገሮችን አይተን ከዚያ መጀመሪያ ቀስመን ስለምናዉቀው የተለያዩ ያአረም ማረሙን ሰልቶች የመውቃት እህሎችን መውቃት ፍራፍሬዎችን የመልቀም የተለያዩ ቅርጫቶች መስራት። ቅርጫቶችን ሰርተን በዚያ የተለያዩ ፍራፍሬዎችን ሰበስበን የማያስስ እሱ እሱን በጣም የተለመድነው ነገር ነው። እሱ ጋር አያየዞ ሌሎችም ይኖራሉ እንግዲህ የምናውቃቸው በእጃችን ጠርበና እዚሁ አዘጋጅተን። ለምሳሌ የተለያዩ ማሽኖችን ስንሰራ ለህል መውቂያ ወይም ማድቀቂያ ወይም ማዘጋጃ ማሽኖችን ከእንጨት ቆርጠን ምናምን እናዘጋጃለን። ከዚያ በኋላ በእነሱ ተጠቅመን አብዛኛው አዝመራችንን ሸክፎም ቅርጫቶች አየሰራን የተለያዩ ፍራፍሬዎች መያዣ እናደርጋለን

በባህላችሁ ሰርግ እንዴት ይከናወናል? ሰርግ እንዴት ትልቅ ነገር ነው ያው እንግዲህ ሴትና ወንድ ተጣምሮ በአንድ የሚኖርበት ነው መሰል የሚተካበት ነው። ቀሪ ዘመናቸውን እንግዲህ እስከ ህይወት ባሉ ድረስ ያው እስከ ህይወታቸው እስከ መጨረሻዋ ሰከንድ ድረስ ድረስ አብሮ የሚኖሩበት ነውና ያው እንግዲ። አብሮ ላይለያዩ በተለያየ ቃል ኪዳን ገብተው በእድገት አብረው የሚኖሩበት ነው ልጅ ወልደው መሰላቸውን የሚተኩበት ነው። ያው እንግዲህ እንደ አካባቢያችን እንግዲህ የወንድየው እናት አባቶች የሆነ አረጋዊ ወይም ሽማግሌ ይልካሉ ወደ እሷ ወደ ሴት ቤቱ። ወደ ልጅቷ እናት አባቶች ከዚያ ይመካከራሉ። ያው አጭተኛ ይባላሉ እንደ ባላችን ሄዶ ያው የእገሌን ልጅ ለእገሌ ልናገባ ነው ይባላል ይጠየቃል። ሰውየው እንግዲህ ፍቃደኛ መሆኑ በደንብ ይረጋገጣል ከዚያ በኃላ ያው አንዴ ሁለቴ ከተነጋገሩ ካወሩ በኋላ ያው ቀን ይቀጠራል። ቀኑ ተቀጥሮ የሆነ ደስ የሚባለው ማጫ የሚባል አለ መተዳደሪያ ለሱ የሚሰጥ ማለት ለእሷም ይሰጣል በአንድ ላይ አብሮ ይጻፋል በደንብ በቃል ኪዳን ይጻፋል። ከዚያ እንግዲህ ሽማግሌዎች ይዙታል ያንን ነገር መመሪያውን ከዚያ በኋላ ያው ሰርግ ቀን ይቆረጣል ሰርጉን ይደረጋል መጨረሻ አብረው ይኖራሉ

ዜና በመስመር ታነባለህ? አዎ ሁሌም አይደለም አልፎ አልፎ ግን አነበያለሁ ለምሳሌ ያው የማይታለፉ ለምሳሌ አለም እንዴት አደረችኝ። የስፖርት ዜናዎች የተለያዩ በአለም ላይ ያሉ ነገሮች ተለያዩ ወቅታዊ መረጃዎች አስቸኳይ የሆነ መረጃዎች ሳይ የመስመር ላይ አነባለሁ እንግዲህ። ገጠመኝ እንግዲህ ገጠመኝ ስለሚመጡ መረጃዎችን የተለያዩ ነገሮች ሳይ በዚህ ገጠመኝ ሳገኛቸው። ቆም ብዬ ምንድነው የሚለውን ነገር አያለው ምንድነው የሚል ይሄ ነገር ብዬ ስለ ሀገርም ሆነ ስለ ውጭ ሀገርም ሆነ ስለ አካባቢ እንግዲህ ስለ እድገትም ሆነ ስለ አጠቃላይ ስለ አዲስ ነገሮች እንግዲህ በአለም ላይ በጣም ቀን በቀን ብዙ ነገር ይከሰታሉ እና ስለ አዲስ ነገሮች ሊሆን ይችላል ስለ አዩበሽታዎችም ስለሚከሰቱበት መንስኤው ምን እንደሆነ አጠቃላይ ያለው ነገር አለም እንዴት አደረች የሚለውን ነገር ስለ ምርምር ሊሆን ይችላል የተለያዩ ነገሮችን አያለሁ። እነሱን ቆም ብዬ አንዳፍታ ያው አንብቤ የሚጠቅመውን ነገር ይዤ ያው በቃ አጠቃላይ አጠቃላይ እውቀት ይዤ መሄድ እችላለሁ። እና በመስመር ላይ ያው አልፎ አልፎ አነባለሁ ሁሌ ባይሆንም አልፎ አልፎ ግን ማንብበት ጊዜ አለ ያው የተለያዩ መረጃዎችን ማየት ደስ ይለኛል

ምን አይነት ሙዚቃ ትወዳለህ? የምለው ጥያቄ እንግዲህ ሙዚቃ እንግዲህ ራሱን የቻለ መልእክት ትልቅ መልእክት ማስተላለፊያ ነው እና አንድ ሀገሬ ራሱን የቻለ ሙዚቃ አለው። ራሱን የሚገልጽበት የሚያስተዋውቅበት የተለያዩ ብሄር ብሄሪሰቦችን የሚገልጽበት ታሪክን ቅርስን አጠቃላይ አኗኗር ዘይቤ ቋንቋ የምገልጽበት አለ። እኔም እንግዲህ እንደራሴ እንደቋንቋዬ እንደአካባቢዬ እንደሃይማኖትም የማደምጥ ሙዚቃ አለ። ያው ከታሪክ ጋር ከባህል ጋር ከአኗኗር ጋር አጠቃላይ ያለው ሁኔታ አለና። እንደ ለስለስ ያሉ ሙዚቃዎች አሉ በተለይ የድሮ ሙዚቃዎች አሉ በጣም የድሮ ሙዚቃዎች በጣም ተወዳጅ ናቸው። የሚዘፍኑት ወይም ሙዚቃ የሆነ ስሜትን በጣም ቀስቃሽ የሆነ ነገር ታሪክ ጋር አገናኝተው ምናምን ነው የሚናገሩት እና የድሮ ሙዚቃዎች በጣም መሳጭ ናቸውና ደስ ይላሉ። ታሪክን ያስታውሳሉ አኗኗርን ደግነትን ሁሉን ነገር ያለውን ነገር በተለያዩ ዜማ ይገልጹታል እና በተለያየ ግጥም ስለ ገጥሞት እሱ እሱ ደስ ይለኛል እና እሱን አዳምጣለሁ። ያው እንግዲህ ከስራ መልስ በኋላ የተለያዩ ሰዓት ትርፍ ማገኝ ሰዓት ሙዚቃ እደምጣለሁ። በተለይ እንግዲህ ታሪክ የሚያስተምሩ አጠቃላይ ስለ ሀገር የሚገልጹ ሙዚቃዎችን እሰማለሁ

በየትኛው መተግበሪያ መልእክት ትልካለህ? እንግዲህ ብዙ አይነት መተግበሪያዎች አሉ እንግዲህ የምትጠቀምባቸውን የተለያዩ መተግበሪያዎች አሉ። በሀገር ውስጥም በሀገር ውጭ ምንጠቀማቸው አሉ ለምሳሌ በሀገር ውስጥ በጣም ብዙ እምንጠቀማቸው አሉ እንግዲህ ሀገር ውስጥ ላይ በጣም በጣም በትምህርት በለው በአጠቃላይ ባለው ሁኔታ የምትጠቀመው ቴሌግራምን ነው። እንግዲህ እንደ ሀገር ውስጥ የምትጠቀመው በውጭ ሀገር ደግሞ እንግዲህ ዋትሳፕም ላይ አለ ኤሞም አለ ሌሎችም አሉ ስለ ላክም አለ ብዙ ነገሮች አሉ መተግበሪያዎች እሱ እሱን እንጠቀማለን እንደ ሀገር ውስጥ ግን በተለይ ቴሌግራም በስፋት የምንጠቀመው ነገር ነው ከእሱ የተለያየ መልእክቶችን እንጻጻፋለን ለትምህርት ሊሆን ይችላል። አጠቃላይ ሌሎች መረጃዎችን ሊሆን ይችላል የምንገናኝበት ቴሌግራም በጣም ወሳኝ እና ወሳኝ የሚባል ሁኔታ ነው ያለው። እንግዲህ ቴሌግራም ጥቅም ለኛ በጣም ከምንም በሌላ ጥቅም አለው እና አብዛኛው መልእክት የምንላላከው ቴሌግራም ነው። በቃ ሁሉን ነገራችን የምንጨርሰው። ቴሌግራም እንግዲህ ለኛ ለኔ በጣም ከምንም በላይ የምወደው ምላላኪያ መልእክት ፈጣንና አገልግሎት የሚሰጠኝ ቴሌግራም ነው ብዬ ነው የማምነው

ሽቶ ትጠቀማለህ? ሽቶ ማለት እንግዲህ አዎ እጠቀማለሁ ግን ብዙም በብዛት ሳይሆን አልፎ አልፎ የምጠቀመው። ሽቶ ግን በሰው ሰራሽ የተሰራ ከተለያዩ ኬሚካሎች ተነጥሮ የተሰራ ነው። እንግዲህ የ መጥፎ ጠረኖችን ወደ ጥሩ ማዕዛ እንዲቀይር ተደርጎ የተሰራ ነው። እንግዲህ ሰው በተፈጥሮ እንግዲህ ሙቀት ሲኖርም የተለያየ ነገሮች ሰውነታችን የሚያወጡት ሽታዎች አሉና እነሱን ለመከላከል ሲባል እንግዲህ ልብሶች ጋር የሚረጭ ነገር ነው። እነሱ የሚረበረብ ነገር ነው እነሱ ከሰው ጋር ስንገናኝ በተለያዩ ስራ ቦታዎች ስንሄድ ይሄው ያ ነገር ያጠረን መጥፎ ጥረት እንዴት ሽታ እንደኖረው ቤትን ጋር ቢሆንም ቤት ጋር ቁጭ ስንልም የተለይ ሽታ ጋር ከተሰማን እነሱን ረጨት አድርገን ያው መዓዛውን የምንቀይርበት ሁኔታ ነው አለና እነሱን አልፎ አልፎ እንግዲህ ልብሴን በልሶቼ ላይ ረጫለሁ እጠቀማለሁ ወደ ውጭ ስወጣ ምናምን ወደ ወደ ቤተሰቡ ወይም ወደ ሌላ ሌሎች ሰዎች ጋር ስትገናኝ ወጣ ብዬ ያው ያለው ሽታ ያው ትንሽ ሰዎችን እንዳይደብራቸው ወይ ደስየሚል ደስ ደስየማይል ሸ ሽታ የሆነ መጥፎ ሽታ ነው እንዲሸታቸው ለመጠቀም ስል ግዴታ ሽቶ አልፎ አልፎ እጠቀማለሁ ሁሌም አይደለም ያው ብዙ ልክ ነው

ቀትር ምን ትመገባለህ ቀትር ላይ እንግዲህ ያው ትንሽ ሰዓት ሞቅ የሚልበ ሰዓት ነውና የሆነ ሰአቶች ትንሽ የሆነ የሙቀት ሰዓት ስለሆነ ቢቻል ቢቻል ቀዝቀዝ ያህል ምግቦች አሉ እነሱን ተመግቦ ያው ሙቀቱ ጋር ለማመጣጠን ሲባል ግዴታ እንደዚያ ነው ያው እንግዲህ እኔም የምመገበው ትንሽ ቀዝቀዝ ያሉ በጣም ትኩስ ያልሆኑ ነገሮችን እመግባለሁ ለምሳሌ ቀዝቀዝ ያሉ እንደ ፍራፍሬ ነገሮችን አትክልት ነገሮችን ሰርቶ ቀዝቀዝ አድርጎ የተለያየ ወጥ ቢሆንም እንግዲህ ወጦች ደግሞ ትንሽ ከተሰሩ በኋላ ትንሽ በረድ ያሉ ቢሆን እነሱ ነገሮች እመገባለው እንደ አጠቃላይ ግን ቀዝቀዝ ያሉ ምግቦችን እንደ ጁስ ያሉ ነገሮችን እነሱ እነሱን ስንጠቀም ቀዝቃዛ ውሃ ራሱ በራሱ እሱ ትልቅ ነገር አለው እና እነሱ እነሱን የምንመገበው እነሱን ለጤና አጠቃላይ ሙቀትንም ጋር ለማመጣጠን ትልቅ አስተዋጽኦ አላቸው ብዬ አስባለሁ ጠዋት ላይ ደግሞ እንደ ትኩስ ነው ግን እንደ ቀን ላይ ስናስበው እንግዲህ ቀዝቀዝ ያሉ ምግቦች ተጠቅመን ያው ትንሽ እረፍት አድርገን ወደ ስራችን ተመልሰን አእምሮን ነፃ አድርገን የምንመለስበት ሰው ሁኔታን ያለውና እና ቀዝቀዝ ያሉ ምግቦችን ነው በብዛት የምትጠቀመው ማለት ነው።

ሰዎችን እንዴት ታስተዋውቃለህ? ሰዎችን እንግዲህ የምታውቃቸው ሰው እንግዲህ በአንድም በሌላም ከሰው ጋር ይታወቃል በጉዞ ሊሆን ይችላል በስራ ጉዳይ ሊሆን ይችላል አብሮ በመዋል በመተኛት ሊሆን ይችላል በተለያዩ ትምህርት ቤቶች በመገናኘት ሊሆን ይችላል በተለያዩ ቦታዎች ገጠመኝ በስራ ቦታዎች ሊሆን ይችላል እንግዲህ ሰው የሚታወቅበት መንገድ በጣም ብዙ ነው። ከእሷ አልፏ ደግሞ እንግዲህ በመስመር ላይ ደግሞ አሁን በዲጂታል አለም እንግዲህ ሰው ከሰው ጋር የሚገናኝበት በአንድም በሌላም በጣም ብዙ ትስስሩ በጠይ እየጨመረ መጥቷል። እና ይኸው አለም ወደ አንድ ማንደር መጣ የሚባላው ነገር እውነት እየሆነ ነው። እና እንግዲህ ሰው ከአንድ ቦታ ቁጭ ብሎ ከአንድ ቦታ ጋር በቃ ይገናኛል ከዚ በፊት የምታወቀው ሰው ነው። በሆነ ስራ መንገድ እንደሆንኩኝ በተለይ የገጠመኝን ይገናኝና ያወራል ይግባባል ከዚያ በኋላ ያው ሁሌ መሳጻፍ ማውራት ይጀራል መልክቱን ይላላካል። ሲግባባ እንግዲህ ታግባባ በኋላ ከሰላምታ ጀምሮ የተለያዩ ስራዎችን መስራት ይቻላል በተለያዩ ፕሮግራሞችን እቅዶችን ማስገድ ይቻላል። ከተቻለ አብሮ መስራት ይቻላል ለእድገት አጠቃላይ ያለውን ነገር መስኬድ ይቻላል። እና እሱ ጥሩ ነገር ነው እንግዲህ በተለያዩ ሚዲያዎችን እንገናኛለን በአካልም በሰው ጋር እገናኛለሁ። የተለያዩ ማህበረ ሚዲያዎችን ደግሞ ከተለያዩ ሰዎች ከተገናኘቼ ስራዬን

እሳት ማንደድ ትችላለህ? አዎ እችላለሁ እንግዲህ እሳት ማንደድ እችላለሁ ያው እንግዲህ አብዛኛው እንግዲህ ምግባችን የለት ተለት ምግብ የሚባለው እንግዲህ የሚሰራው በእሳት ነውና እሳቱን አንድደን የምንፈልገውን ነገር አብስለን የምንመገበው እና እሳት ማንደድ እንግዲህ በተለይ ለአርሶ አደሮች እንግዲህ እሳት ማደር በጣም ጠቃሚ ነገር ነው እና ቅዝቃዜ አለ ምን አለ እሱ እሱ ጋር ተያይዞ ያው ሙቀት እንዲጨምር ስንፈልግ በቅዝቃዜ ሰዓት ማንደድህ ስለማይቀር ያው ከዛ ጋር አያይዞ ለመዳለም እዚያ በኩል ደግሞ ከዚህ ከሌላ በተጨማሪ ከዚህ ተጨማሪ ደግሞ ያው እንግዲህ ትምህርት ላይ ስንመጣ በተለይ ከገጠር ወደ ከተማ ስንመጣ ግዴታ ራሳችንን ማብሰል አለብን የተለያዩ ምግቦችን ከእሱ ጋር አያይዞ ግዴታ መልመድ አስፈላጊ ነው እና ከዛጋራ አያይዞ እንግዲህ እንጀራ ለመጋገር በተለያዩ ወጦችን ለመስራትም ሆነ ሁሉ ነገሮች ለመስራት እሳት ማንደድ ግዴታ ያስፈልገና እና እንግዲህ እሳት ማንደድር በጣም የምችለውን በተለይ ምግቦችን የምሰራው አሁንም ራሱ የምሰራው እሳት አንድ እጄ ነው ለእሳት ለማንደድም ዋናኛ እንግዲህ ምንጩ የሚባለው እንጨት ነው አጠቃላይ ኢትዮጵያ በአዛኛው እንጨት የምንጠቀመው አንዳንዴ የኤሌክትሪክ ምድጃዎች ወይም ሀይሎች የምንጠቀመው ትንሽ ነው የሰዎች ናቸው። ሰዓትን ተጠቅመን እንዲ የተለያዩ ስራዎች

የቪዲዮ ጥሪ ታደርጋለህ አዎ እንግዲህ አልፎ አልፎ ነው የቪዲዮ ጥሪ የሚደረገው እንግዲህ ሁሌም ሊሆን ይችላል ግን አልፎ አልፎ ያው ለምሳሌ አንድ ሰው ማየት በምፈልግበት ሰዓት ዘመድ ሊሆን ይችላል በተለይ ጓደኛ ሊሆን ይችላል ሲናፍቀኝ ሀገር ውጪ ሊሆን ይችላል ሀገር ውስጥ ሊሆን ይችላል ሲናፍቀኝ የሆነ ቦታ መድሰፍ ቦታውን ሊያሳይ ሲፈልግ የሆነ እቃ ሊያሳይ ሲፈልግ ያው በቪዲዮ የሆነ ጥርት ያለ ነገር ይሆናል በቃ እውነተኛ መስሎም ማየት እችላለሁ አልፎ ተርፎ ደግሞ እንግዲህ አንዳንድ የስራ ባልደረቦች ያው በቪዲዮ ጥሪ ማድረግ ይፈልጋሉ እና ያው በቪዲዮ ክፈት ወይም አብራና እንተያይ የሚሉት ነገር አለ ከዚህ ጋር ተያይዞ እንድትለያዩ ቪዲዮዎች የተደረገአለ ከእነሱ ጋር የተለያዩ ስራዎችን ለመስራትም ሆነ የተለያዩ ሰዎችም ጋር እንግዲህ ለናፍቆትም ሆነ ለተለያዩ ነገሮችን እቃ ለማየትም፤ ሆነ ቦታ ለማየትም ከሆነ፤ የተለያዩ ነገሮችን ለማየት የቪዲዮ ጥሪ ይደረጋል። ያው ይሄ ሁልጊዜ አይሆንም። አልፎ አልፎ በሚያስፈልግ ሁኔታ ነው። እእሱም እንግዲህ ምን ያረጋል? የተለያዩ ሰዎች ጋር ያገናኛል ማለት ነው እና በዚህ ልክ ነው ያለው ነገር። ይሄ ቪዲዮ ጥሪ እንግዲህ በቻልኩት አቅም አልፎ አልፎ አደርጋለሁ። ሁሌ ባይሆንም ሁሌ አንዳንድ ቀን አደርጋለሁ።

የህዝብ መመላለሻን ትጠቀማለህ? አሁን እንግዲህ የህዝብ መመላለሻ ማለት እንግዲህ የተለያዩ ታክሲዎች ባሶች አሉ ከአንድ ቦታ ወደ አንድ ቦታ ህዝብን የሚያመላልሱ የተለያየ ስሮች ሰዎች ለስራ የሚፈልጉት ቦታ የሚሄዱበት አለ ስራም ሆነ የተላያዩ ከዘመድም ልሆን ይችላል የተለያዩ ብቻ የምሄዱበት መንገድ አለና። የህዝብ ማመላለሽ ትጠቀማለህ ለሚለው አዎ እንግዲህ እጠቀማለሁ እኔ የራሴ የለኝም። ግን መሄስ ስፈልግ የህዝብ ማመላለሽ እጠቀማለሁ የሆነ ራቅ ያለ ቦታ ሲሆን ግዴታ። ረጅም ጉዞዎች ሊሆን ይችላሉ የተለያዩ ቦታዎች ለስራ ሊሆን ይችላል ለጉብኝት ሊሆን ይችላል የተለያይ ቤተ እምነቶች ተቋማት ሊሆን ይችላሉ። ወደ ቤተ እምነቶች ሊሆን ይችላል ወደዚያ እንግዲህ ስንሄድ የህዝብ ማመላለሽ እጠቀማለሁ ተጠቅሜ ነው እንግዲህ ወደምፈልገው ቦታ ደርሼ የምፈልገውን ነገር መረጃ ይዤ ተመልሼ ወደ ቤቴ ምመጣው አሁንም የህዝብ መመላሻ በመጠቀም ነው። የህዝብ መመላለሻ እንግዲህ በጣም ወሳኝ እና ለአንድ ሀገር በጣም ወሳኝ ከሚባሉ ሁኔታዎች እሱ ነገሮች አንዱ እሱ ነውና። እኔ የህዝብ ማመላለሻ እንግዲህ እጠቀማለሁ የምፈልገው ነገር ወደምፈልገው ሀገር ስሄድ የህዝብ ማመላለሻ እጠቀማለሁ ማለት ነው

ማታ ምን አይነት ድምጽ ትሰማልህ ለሚለው ጥያቄ እንግዲህ? ማታ እንግዲህ ነገሮች ሁሉ ሁሉ የየራሱን ስራ ሰርቶ ወደ ቤት የሚገባበት ነው የምትለያዩ ነገሮችም ከጩኸታቸው ትንሽ በተወሰነ መልኩ የሚያርፉበት ነው። በዛ ላይ ደግሞ እንግዲህ አንዳንድ አካባቢዎች ሙዚቃ ቤቶች የሆነ አንዳንድ ሆቴሎች ትንሽ ደግሞ የሆነ ጭፈራ ነገር የሆነ ስሜት አለ ወይ ስሜታዊ ነገሮች የተለያዩ ጨዋታ የሚሰሙበት ነው። ግን እንግዲህ እንደ አካባቢ በመሰረቱ እንደ አካባቢ ይለያያል። እኔ የምኖርበት እንግዲህ መኖሪያ ቤት አካባቢ ነው በዚህ ላይ እንግዲህ ምንም ነገር የለም ያው ጫጫታ ምንም ያ ነገር የለም። ሁሉም ስራውን ሰርቶ ወደ ቤቱ የሚሸከፍበት ሰዓት ነው በዚያ ሰዓት ሁሉም ቁጭ ብሎ ከቤተሰብ ጋር የሚያሳልፍበት ነው። የተለያዩ ወሬዎችን ቀስ ብሎ የሚያወራበት የሚግባባበት የተለያዩ ነገሮች እቅዶችን የተለያዩ ስራዎች የሚያወራበት ግጠመኞች የሚያወራበት ነው። ከዚያ በኋላ ያው እራት በልቶ ወደ ምኞታ የሚሄድብን ሰዓት ስለሆነ አንዳንድ ድምጾች ያነ ያሀል ማታ ላይ ብዙ አይነት ድምጽ የሚሰማ አይደለም። ለምሳሌ እንደ ባልናሚስት ሲሰሙ ስለ ፍቅር የተለያዩ ነገር ሲያወሩ ካልሆነ ልጆች አንዳንዴ የሆነ የሚያወሩት ካልሆነ ያን ያህል ድምጽ የለም። ማታ ለምሳሌ የሆነ የአራዊት ድምጽ ሊኖር ይችላል የተለያዩ የዱር አንሰሳቶች ድምጽ ሊሆን ይችላል። ለምሳሌ እንደ ጅብ የተለያዩ ቀበሮዎች ምናምኖች ድምጽ ሊሰማ ይችላል። እንጂ ሌላ ድምጽ እንኳን ያን ያህል የለም

መዝገቦችን ታስቀምጣለህ አዎ እንግዲህ መዝገቦች ማለት በጣም ወሳኝ እና ወሳኝ ናቸው። የተለያዩ መረጃዎች የምንይዝባቸው ሆናችሁ እንግዲህ የግል መረጃ እስከሆነ ድረስ ለሚያስፈልጉ ለስራዎቻችን። አጠቃላይ የገጠመው የገጠመኞችን መዝገቦችን እንመዘግባለን እና መዝገብ ማለት በጣም ወሳኝ ነው መረጃ እንደማለት ነው። የአንድ የግል የግል ሊሆን ይችላል የተለያዩ ተቋማት ሊሆን ይችላል የአንድ አካል ሊሆን እንችላለን። ለመዝገቦች ታስቀምጣለህ በተለይ የግል መምረጃ በደንብ መዝግቤ አስቀምጣለሁ ልምፈልገው አላማ አውላለሁ ማለት ነው። ለመዝገብ በጣም ቀላል ነገር አይደለም እንግዲህ። በምፈልገው ሰዓት እስከተጠቀሙበት ድረስ መዝገቡ በተለይ የስራ መዝገቢያ ሊሆን ይችላል የበጀት መዝብ ተለያዩ ወጪና ገቢ መዝገብ ሊሆን ይችላል። አጠቃላይ እንግዲህ የራሴ የሆነ ሚስጥር ማስቀመጥ ስለሆነ መዝገቡን በስርዓት ይዠ ነው የምጠቀመው። እና መዝገቦችን በጣም እጠቀምበታለሁ

በበጋ ወቅት ምን ታደርጋለህ? በበጋ ወቅት እንግዲህ ያው ክረምቱ አልፎ የሆነ ዝናብ የሚኖርበት ሰዓት ስለሚመጣ የተለያዩ ልማቶችን እንደምሞክረው እኔ እንግዲህ ፍራፍሬዎችን የተለያዩ ሰብሎች ላይ ማምረት ከተለያዩ ምርቶች የሚመረቱበት ሰዓት ነው እና በዚህ አለኝ እንግዲህ ተለይ ስራዎች ይሰራሉ በተለይ ሰብሉ የምርቱ በጣም ይመቸዋልኝ ዉሀዎች በፈለጉበት እናጠጣዋለን የፀይ ብርሃን በደንብ ያገኛልኝ ሁሉን ነገር የተመቻቸ እስከሆነ ድረስ እንግዲህ በጣም የሚያፈራብት ነው ያለና የበጋዎች ላይ እንግዲህ አብዛኛው ምርት አመርታለሁ። ምርቶችን ደግሞ እንግዲህ ጥራት ያለው ምርት ካመረትን በኋላ ገቢው ብንፈልገው አካባቢ ብንፈልገው ማሀበረሰብ የሚፈልገውን ነገር አቅርባን ያው ወደ ገበያ መንዝረን። ቀጣይ ቀጥታ ወይ ገበያችን ወደ እምነፈልገው ነገር ማዋል እንችላለን ማለት ነው። እንደ በበጋ ላይ አብዛኛው የምሰራው እንግዲህ የልማት ስራዎችን ነው የማምረት ስራዎችን ነው ብዬ ነው የማስበው። እኔ እነሱ እንግዲህ በጣም አሪፍ ናቸው የምግብ ዋስትናን ለመጠበቅ ለማረጋገጥ አሪፍ ናቸው። ከዚያ አልፈወ ደግሞ የገቢ ምንጭ ናቸው ደስ ይላሉ

ይቅርታ መጠየቅ ቀላል ነው። ይቅርታ መጠየቅ ቀላል አይደለም እንደ እኔ ማለት ነው። ያው እንግዲህ ለገባው ሰው ታላቅ ለሆነ ሰው አስተሳሰቡ ትንሽ የአስተሳሰብ አድማሱ ትንሽ ለተቀየረ ሰው እምነቱም ከእምነቱ ጋር አይካሄዱ እምነቱም ሚያዝዘውን መመሪያውን መንገዱን ተከትሎ የሚሄድ ሰው ከሆነ ይቅርታ መጠየቅ ቀላል ነው። ከዛ ውጪ ግን ለማስተዋል ሰው እንዲሁ ትንሽ አእምሮ ትንሽ ልቦና ያልተሰበረ ሰው ከሆነ በደንብ ያልገባው ሰው ከሆነ ይቅርታ ለመጠየቅ ይፈራልኝ። ያው ብጠይቅስ የሆነ ነገር ብቻ የሆነ የሚያስበው ነገር አለና እሱ ጋር ተያይዞ ይቅርታ መጠየቅ በጣም ትልቅ ዋጋ ያለው ሰው ነገር ስለመሆኑ ይቅርታ በጣም ትልቅ ነገር ነው። ሰዎችን ያስቀየመናቸው እድል ናቸው ሊሆን ይችላል ያስከፋናቸው ሊሆን ይችላል የጎዳናቸው ሊሆን ይችላል እነሱን መጠየቅ በጣም ትልቅ ነገር አለው። እና ይቅርታ በጣም ጥሩ ነገር ከሚባሉት ነገር አንዱ ይቅርታ ነው። ሰዎችን እንግዲህ አውቀንምሆነ ሳናውቅ የምንበድለውን ነገር የተሳሳትነውን ነገር እንቅርታ ጠየቅ ትልቅ ነገር ነው። እንቅርታ እንግዲህ አስተዋይ ለሆነ ሰው በጣም ቀላል ነው ለሚያስተዋል ሰው ደግሞ ትንሽ ከበድ የሚል ቤት ያለው ሁኔታ ነው

መብረቅ ፈራ ፈራ ነው? መብረቅ ማለት እንግዲህ ያው ከነስሙ እንደ በጣም የሚያስፈራ ነው። መብረቅ በጣም የሚጎዳ ነው። በጣም ነገሮችን የሚጎዳ ነው። የተለያየ ነገሮችን በጣም ከጥቅም ውጪ የሚያደርግ ነገር ነው እና እንግዲህ ከሰሚ የሚወረወር ሀይል እስከሆነ ድረስ የማንቆጣጠረው የማንችለው ነገር ነው። አንቆጣጠረውም ያው እግዲህ ከመጣ ያው የሚያገኘውን ነገር ያጠፋልኝ እና እሱን ትንሽ ያስፈራል እንደኔ እንግዲህ በተለይ እኛ ኢትዮጵያን እንፈራዋለን ግን መብረቅ ሲባል እንፈራዋለን። ይሄው ክረምት እንደተለየ የሚከሰቱ የነገር ደግሞ ክረምት ላይ ነው ክረምት ዝናብ ሲዘንም ተለያዩ ዝናቦች በሚመጡበት ሰዓት ተለያዩ ንፋሳቶች ይመጣሉ ከዚህ ጋር ተያይዞ መብራቅ እንወረወጥ ትችላለኝ እሱ ጋር እንግዲህ ለምሳሌ ቤቶች ጋር አንስታት ላይ ሲወርድ እንግዲህ ሰዎች ህይወቴን ሊጎዳ ይችላል ብሎ ሊቀጥፍ ይችላል እና ትንሽ አስቸጋሪ ነው የምሆነው እሱም ያው እንግዲህ ሊያስፈራን ጉዳት ያረሳል ይታወቃልኝ እንግዲህ እንደ እኔ እንግዲህ አስፈሪ ነው መብረቅ ፈራ ነው ፈራ ነው ለሚለው ጥያቄ ያው በጣም ያስፈራል ብዬ ነው የምወስደው

የምትወደው መጠጥ ምንድነው? ያው እንግዲህ መጠጥ ሲባል ብዙ አይነቶች መጠጥ አሉ። የአልኳል መጠጦች አሉ የተለየዩ መጠጦች አሉ እንግዲህ ያው ብዛት ነው የምጠጣው ም ም የምወደው መጠጥ እንግዲህ ያው ብዙ ማርኮል ያልበዛበት። ቀዝቃዝ ያለ ለሰውነት ተስማሚ ሆና ለአእምሮ የማይቀበሩ ነገሮች ለስላሳ ለስለስ ያሉ ምግቦችን ነው እንግዲህ እኔየምወደው ለስላሳ ነው እንግዲህ። ለስላሳ እንግዲህ ጠቃሚ ነገር ነው ያው አያሳክርም አይጎዳም ያው ለሰውነት ተስማሚ ነው። ቀጥቀዝ ያለ ምግብ ነው። ከስራ መስክ በኋላ ከምግብ በኋላ እሱን ነገር ተጠቅሞ አእምሮን ጉልበትን ለማድስ በጣም ጠቃሚ ነውና። በብዛት ምጠቀም ግን እኔ እሱን ነው የምወደው። ሌሎችም አሉ እንግዲህ ለምሳሌ እንደ ቢራ ያሉ እንደ ቢራ ያሉ። የተለያዩ መጠጦችም አሉ እነሱ እነሱ ትንሽ ያው የማስከራሪያ እውነት አላቸው። ግን በብዛት የምወደው እንግዲህ ይህ የ የደስ ላሳ መጠጥ ቢሆን እሱ ደስ ይላል የሚለው ለአእምሮ ጥሩ ነው። ለስራ ያነቃቃልም ደስ ይላልም እሄንያህል ጉዳት የለውም ያው ብዙም ጉዳት የለውም ደስ የሚል ነገር ነው። ምክንያቱም አልኮልነት ስላለው በጣም ደስ ይላል እና የምወደው በብዛት ስስመጠጥ ነው

የምትወደው ጣፋጭ ምግብ ምንድነው ኢትዮጵያ ላይ እንግዲህ በጣም ብዙ ጠፋጭ ነገሮች በተለይ በአለም መግባት አሉ በጣም ጠፋጭ ጠፋጭ መግባት አሉ ከዚህ ጋር ተያይዞ እንግዲህ የተለያዩ ምግቦች አሉ። በተለይ በባህላዊ በባአል ወቅት ጠብቀው የሚዘጋጁ አሉ በሌላም በሌላው ቀኖች ቀን በቀን የምንጠቀማቸው ምግቦችም አሉ ጣፋጭ ምግብ እንደኔ ብየ የምወስደው እንግዲህ ሽሮ ወጥና ዶሮ ወጥ ነው እንግዲህ ዶሮ ወጥ በተለይ ዶሮ ወጥ በጣም ጠቃሚ ነች። ሁሉም በውጭ አገርም በጣም ትታወቃለች ዶሮ ወጥ እንግዲህ ምግቧ አሪፍ ነው። ጥፍጥ ያለች በደንብ ትጥማለይ ትጣፍጣለይ ከሱ ቀጥሎ ደግሞ እንግዲህ ቀን በቀን የምንገበው እንግዲህ እንግዲህ ሽሮ ነው። እንግዲህ በጣም ቀላል ነው ለሆድም ለጨጓራ በአጠቃላይ ለውስጣዊ ላሉ ነገሮች አካሎቻችን መቀበል ነው በጣም ቀላል ሲባል በሱ ልክ በሽሮ ልክ የለም እሱም የተለመደ ምግብ ነው ሁሉም የኢትዮጵያ ህዝብ ያውቀዋል ሽሮ በጣም ጣፋኝ ነው። ከስም አልፎ ደግሞ እንግዲህ ይኸው በምናገኝበት ሰዓት በበዓልም መሆን ይችላል በሌሎችም ቀናቶችም እንግዲህ ዶሮ ወጥ ሌሎች ስጋዎችም እንቁላሎችም አሉ። ጋር እያይዞ እንግዲህ ዶሮ ወጥ እንግዲህ የኔ ምርጫዬ ነው ብዬ ነው የማስበው ከሱ ቀጥሎ ደግሞ ሽሮ ወጥ ነው እንደ ቋሚነት ምግብ የምንጠቀመው ሽሮ ወጥ ነው

ስንት? ቋንቋ ትችላለህ ለሚለው ጥያቄ እንግዲህ በመሰረቱ የሰው ልጅ አንድ የተወለደበት ቋንቋ እሚችለው አለ ከዚያ ቀጥሎ ደግሞ በትምህርትም የሆነ ቦታው በመልቀቅም ሀገር በመልቀቅም ወደ ሌላ ቦታዎች በመዘዋወር የሚያገኘው ቋንቋ አለ እንዳጠቃላይ እኔ ግን የማውቀው ሁለት ቋንቋ ብቻ ነው። እንግዲህ አንደኛ አማርኛ ነው የተወለድኩበት ነው ያደኩበት ነው ይሄ እንግዲህ የመወለድ ቋንቋ ነው። ሁለተኛው ደግሞ እንግዲህ ከቦታ ከቦታ ቦታ በትምህርት ያገኘሁት ነው ያው ቦታ መዘዋወርም አይደለም በትምህርት ነው እንግሊዘኛ ቋንቋ። እንግዲህ አለበለይም እንግዲህ እንግሊዘኛ እንግዲህ የሁሉም አለም መግባቢያ እንደሆነው ቋንቋ። ባለም ላይ ያለው መግባቢያ እንግዲህ ትልቁ ቋንቋ እንግሊዘኛ ነው። ትምህርቶቻችን የተቀረጹትኝ እንግዲህ የኢትዮጵያ ትምህርት አብዛኛው የተቀረጸው በእንግሊዘኛ ቋንቋ ነው። እንግሊዝ እንግዲህ እንደ እንደ ጋራ መግባቢያ ተደርጎ የሚወሰደው እንግሊዘኛ እንችላለን እንግዲህ ያው ብቻልነው መጠን ያው ልክ እንደተወለዱት ባናወራው። እናወራበታለን እንግባበታለን እንጻጻፍለን እንረዳዳበታለን እንግሊዘኛ የተለያዩ መተግበሪያዎችን ስራዎችንም እምንሰራው በእንግሊዘኛ እስከሆነ ድረስ። ያው እንግዲህ እንግሊዘኛ በጣም እንግዲህ ጠቃሚ ቋንቋ እንደምሆኑ መጠን የምችለው እንግሊዘኛ ነው። እንደአጠቃላይ ሁለት ቋንቋ እችላለሁ

የሙዚቃ መሳሪያ መጫወት ትችላለህ? የሙዚቃ መሳሪያ መጫወት እንግዲህ እስካሁን ባለው ጊዜ እንግዲህ አልችልም የሙዚቃ መሳሪያዎች እንግዲህ ደስ ይላሉ ስሜትን ያው ይቀሰቅሳሉ ደስ ይላሉ ያዝናናሉ። እንግዲህ ሙዚቃ መሳሪያዎች የተለያዩ ናቸው። ፒያኖች አሉ ለምሳሌ እንደ ፒያኖ አሉ እንደ በገና አሉ እንደ መሰንቆ አሉ እንደ ክራር አሉ ባህላዊ ለምሳሌ ባለመጫወቻ የሚባሉ እነሱም አሉ። እዚህ ጋር ተያይዞ እንግዲህ ለሙዚቃም ለተለያዩ ቤተክርስቲያንም ለመዝሙራትም እንጠቀምባቸዋለን እንግዲህ በተለይ በገናና ያው ክራር ነገሮችን ለቤተክርስቲያናችን ለመዝሙር ለመዘመር በጣም ደስ የሚለው ነበሩ እንግዲህ። ብችል ደስ ይለኝ ነበር እንግዲህ በዚህ አጋጣሚ ሆኖ አልቻልኩትም። ያው እንግዲህ ማድመጥ ብቻ ነው ማዳመጥ ብቻ ነው መጫወት አልችልም። ብችል ግን ደስ ይለኛል የተለያዩ መዝሙሮችን ለመዘመር በክብረ በዓል በተለያዩ በዓላቶች ቤተክርስቲያን ሄጀ ለማክበር ደስ ይል ነበር ብሎም ተርፏል እንግዲህ ለመጫወቻ ደስ ይል ነበር። ሆኖም እንግዲህ አልቻልኩትም ያው እንግዲህ ያለኝ አማራጭ እንግዲህ መዝሙሮችን ማዳመጥ ነው። እና በተለይ በገና ክራር ብችል ደስ ይለኛል አሁን ላይ ግን ምንም የሙዚቃ መሳሪያ መጫወት የምችለው ጉዳይ አይደለም አልችልም አሁን

መተግበሪያዎችን ታወርዳለህ የሚል ጥያቄ አለ? አዎ እንግዲህ መተግበሪያዎችን የተለያየ መተግበሪያዎችን አወርዳለሁ እጠቀማለሁ። በተለይ ከስራ ጋር በጣም አስፈላጊና ወሰኝ የሆኑ ነገሮች ሲኖሩ እነሱን እጠቀማለሁ እንግዲህ። ያው የተለያዩ መተግበሪያዎች አሉ በዚህ በተለይ በዚህ ዘመን ላይ እንግዲህ የተለያዩ ሰዎች የተለያዩ ፕሮግራሞችን ኮዶችን ተጠቅሞ እንግዲህ መተግበር ይሰራሉ መተግበሪያዎችም ግን የራሳቸውን የቻሉ ጥቅም የራሳቸውን የቻሉ ገደብም አላቸው። እነሱ ተጠቅመን እንግዲህ የተለያይ ስራዎችን እናቀላለን እንጠቀማለን ከሰዎች ጋር በቀላሉ እንግባባለን። ያው ስራዎችንም በጣም አቅላሊ በሚባሉ ሰዓት በሚባሉ ሁኔታዎች በጣም እያቀለሉ ነው ያሉ። እንግዲህ የሰው ልይ አጠቃቀሙን እስከቻለው ድረስ አቅልሎ ነገሮች ይጠቀማቸዋል ማለት ነው። መተግበሪያዋችን በጣም አውርጄ እጠቀማለሁ እንግዲህ። ያው ደስ የሚል ነገር ነው እንግዲህ መተግበሪያ ስራ አለማውቅ ሁሉም ነገር የሚቻ እንግዲህ ስራ ቢቀል ደስ ይላልኝ። መተጋገሪያዎች ደግሞ ስራ ለመቀላቀል እንግዲህ ለነሱ ይጠቅሙናል ለግንኙነት የተለያዩ ስራዎችን ለመስራት በጣም ጠቃሚ ናቸው ብዬ ነው የማስበው እንደኔ ማለት ነው። መተግበሪያዎችን በደንብ ነው አውርጄ የምትጠቀመው

ቅርጫት አለህ አዎ ቅርጫት አለኝ ቅርጫት እንግዲህ ጥሩ ነው ለተለያየ ጥቅሞች ይውላል። በተለይ ለገጠራማ ክፍል በጣም ጠቃሚ ነው የተለያዩ ፍራፍሬዎች መያዣ ለከብቶች መብያ ለሰብል የተለያዩ እህሎች ማስቀመጫ ይሆናል። የተለያዩ ምርቶች ማስቀመጫ ይሆናል እና ቅርጫት በጣም ወሳኝ ነገር ነው ቅርጫት እንግዲህ ለገጠራማ አካባቢ በጣም እንግድህ ከምንም በላይ በጣም ጠቃሚ ነው። እኔም እንግዲህ ወደ ገጠር የተለያዩ ልማቶች በማለማበት ሰዓት ቅርጫት በተለይ ለፍራፍሬዎች በጣም ወሳኝ ነው። ወደ እነሱ እያደረግና አየር ያስገባሉ ደስ ይሉኝ ብርታት አላቸው። በፈለግነው ነገር እየጫን እምንወስድበት ነገር ነው ያለው እና ያው ቅርጫት በጣም ወሳኝና ወሳኝ የሚባለው ሁኔታ ነው ያለው እና ቅርጫት አለኝ በሚገባ አለኝ ትልልቅም ትንንሽም በተለያየ መጠን አለኝ እንግዲህ ለተለያዩ ነገሮች እጠቀምባቸዋለሁ ማለት ነው። እና ቅርጫት በጣም ወሳኝ ነው በጣም እጠቀምበታለው ደስ የሚል ነገር

ብዙ ትንሽ ሳለህ ያው እንግዲህ ብዙ ትንሽ ሳለህ ማለት እንግዲህ ያው በጣም ትንሽዬ ሳለው በጣም ህፃን ሳለው ሊሆን ይችላል። ሳለህ ማለት ደግሞ እንግዲህ ያው ብዙ ትንሽ ሳለህ ማለት የሆነ ነገር ሊኖረኝ የሚችል ነገር ነው እንግዲህ አማርኛ እንዳደረጉት ስለሚፈታ ነው ስለሚተረጎም ነው። በህፃንነታችን እንግዲህ የምንሰራው ስራ ይኖረናል የተለያዩ ነገሮች ጨዋታዎች የተለያዩ የምናደርጋቸው ነገሮች ትልቅ ቆሻይ የምናደርገው ነገር ላይ መኖር ደግሞ ማለት እንግዲህ ብዙ ነገር ትንሽ ሻል ማለት ነው የሆነ ነገር ሲኖረኝ። የራሴን የሆነ ነገር ሲኖረኝ ለምሳሌ የሆነ ሙያ ሲኖረኝ የራስ ስራ ሲኖረኝ የተለያየ ልማቶች ሲኖሩኝ እነሱን ደግሞ መኖርን ያመላክታሉ። እና የብዙ ትንሳኤ አለ ማለት እንግዲህ በተለያይ በትንሽ በህፃነቴ በህፃነት ጊዜ የማያስታውሳቸው የምችላቸው ጨዋታዎች ለትውስታ የሚሆኑ ከተለያዩ ሰዎች ጋር ከተለያዩ ህፃናት ወይም የምንጫወታቸው ነገሮች አሉ። ማስታወሻዎች ለምሳሌ እንደ ድብብቆሽ ጨዋታ የተለያዩ ነገሮችን ከመጫወት ጋር ተያይዞ እነሱ ትልቅ ትዝታዎች ናችው። በባል ጊዜ ተለያዩ አንዳንድ ስራዎችን ጨዋታዎች መጫወት ትልቅ ነገር ነው የሚሆነው እና በጣም ብዙ የምናስታውሳቸው ነገሮች

በስራ ጊዜ እረፍት ታደርጋለህ አዎ እንግዲህ እረፍት በጣም ወሳኝ ነው። በጣም ወሳኝ እና ወሳኝ ነው። እንግዲህ እረፍት ማለት ያው እንግዲህ በስራ ጊዜ እረፍት ያስፈልጋል አንድ ሰው እንግዲህ በስራ ከሰራ በኋላ አእምሮውም ጉልበቱም ሁሉም ነገር ይደክማልና ራሱን መልሶ የሚያገግምበት ሁኔታ ያስገጥመዋል። ከዚህ ጋር ተያይዞ እንግዲህ ያው ራሱን የሚያገግምበት በመዘናኛ ሊሆን ይችላል። የተለያየ ምግቦችን እየተመገበ ለስለስ ያሉ መጠጣቶችን ይጠጣ የሆን ይችላል የሆነ ላዩ ሙዚቃዎችን ጨዋታዎችን እያየ የሚያገግምበት ሰዓት ይኖራል። እና ያው እረፍት በእንቅልፍ ሊሆን ይችላል። ብቻ በስራ ጊዜ እረፍት ታደርጋለህ ምናምን በጣም አደርጋለሁ ግን ለምሳሌ ሲደክመኝ አብዛኛው የምመርጠው መተኛት ነው በቃ ስተኛ አይሙረዬን ፍሪ ይሆናል። አዲስ አዲስ ሀሳብ አዲስ የሆነ አእምሮ አዲስ ጉልቦት ይዤ እንሸለው ብዛት የምፈልገው መተኛት ነው። ከዛ አልፎ ደግሞ አስራ አንድ ሰዓት አካባቢ ያው እንደ በተደጋጋሚ እንዳወራሁትኝ ከጓደኛ ጋር ተለያዩ ሰዎች ጋር መዝናናት እሱ ትልቅ ነገር ለኔ አስተዋጽኦ አለው ብዬ ነው የማምነው። እንግዲህ እና በጣም እረፍት አደርጋለሁ

ወደ ስራ ምን ልብስ ትለብሳለህ? ያው እንግዲህ ወደ ስራ እምለብሰው ልብስ የተለያየ ልብስ ይኖራል። ግን ያው እንግዲህ በተለይ ወደ ምርት ስራዎች ወደ ፍራፍሬዎች ነገር ስሆን ያው እንግዲህ ቆሸሽ ያሉ የሚችሉ ያው ጠንከር ያሉ የሆነ ነገር የሆነ ነገር አደጋ ቢደርስበት መቋቋም እሚችሉ ልብሶችን ወፈር ያሉ ብቻ መመለስ የሚችለው ቆሻሻ አቧራዎችን የተለያዩ ብናኞችን መቋቋም የሚችሉ። ቤት ጋር ስሆን ደግሞ የተለያዩ ስራዎችን ለምሳሌ መስመር ላይ ስራዎች እንግዲህ የተለያዩ ስስ ልብስም ቢሆን ችግር የለውም ያው ብቻ ያው መደበኛ ስራዎች አሉ ልብሶች አሉ እለብሳለሁ። በገበያ ላይ ምናምን የተለያዩ ስራዎችን ወደ መሸጥ መለወጥ ስሄድ ደግሞ እንግዲህ ሙቀት በጣም ሙቀት እሚያስተው ልብሶችን መካከል ብርድ ለሚቋቋሙ እነዛን ልብሶች እለብሳለሁ። እንግዲህ በየአይነቱ አለው ወደ ስራ የተለያዩ ስራዎችን ስራው በሚጠይቀው ስራው በሚጠይቀው መንገድ እንግዲህ ልብሶች ይዘጋጃሉ እነሱን ተጠቅሜ እንግዲህ ስራዎችን እሰራለው ማለት ነው። እና በተለይ ለግብርና መሩ የሆኑ ስራዎች ስሰራ ያው ከብርድ ጋር ለፀሀይን ፀሀይ ለብርድን ብርድ የሚቋቋሙ ልብሶችን ያስፈልጉኛል

ስራዎችን መቅደም ተከተል ታስቀምጣለህ? አዎ በሚገባ ነው የማስቀምጠው። ስራ ሲሰራ ቀደም ተከተል የራሱን ጊዜ የቻለ የጊዜ ገደብ ተቀምጦለት የትኛው ስራ መቅደም እንዳለበት በየትኛው ሰዓት የትኛው ስራ ቆይቶ እንደሚሰራ ካልተሰራ ሁሉ ከተደባለቀ ትንሽ አስቸጋሪ ነው የሚሆነው። እና በዛ ላይ ደግሞ እንግዲህ የትኛው መቅደም እንዳለበት ለየትኛው ስራዎች መቅደም ያለበት የትኛው ስራዎች የጊዜ ገደብ ዘግይቶ እንደሚሰጥ ያን ነገር በደንብ ለይተን እራሱን የቻለ እቅድ ያስፈልገዋል እና ከዛ ቶሎ ባስቸኳይ አድርስልን ያሉ ሰዎችን በእነሱ ቶሎ አስቀድሞ መስራት በዛ ላይ ደግሞ ቀኑ ስጨመር ደግሞ ከባድ ከበድ ያሉ ስራዎችን ቶሎ ቶሎ መስራት ቀለል ቀለል ያሉት ያህን ያህል ጊዜው ስለሚፈጁ ያው እነዚህን ነገሮች የተለያዩ መንገዶች ተጠቅመን እንግዲህ ስራዎችን ብንሰራ ትልቅ ዋጋ አለው ብየ አምናለሁ እኔ እና በዛ ልክ ነው ያለው ነገር ስራዎች በእግድ ተቀጥል በጣም የማስቀምጠው እያሰባለሁ ያው እንግዲህ ይሄ ራሱን ይቻላልም አንድ ስራ ስለሆነ በቅደም ተከተል የጊዜን አጠቃቀም በደንብ መፈተሽ ያስፈልጋል ብዬ የማስቀምጠው የማምነው እኔ እንግዲህ

ጠዋት በስራ ምን ታደርጋለህ ጠዋት ላይ እንግዲህ የምሰራው ያው እንግዲህ ከጸዲ ከመጸዳዳት በኋላ ያው ከጸሎት በኋላ ያው ከምግብ በኋላ እንግዲህ አብዛኛው ስራዎች ስራዎች ያው ከበድ ያሉ ስራዎችን እሰራለሁ። ለምሳሌ ገጠር ላይ ካለው እንግዲህ በተለይ ፍራፍሬዎችን መልቀም፣ ማጸዳዳት፣ የሚጠጡ ነገሮች ካሉ ውሃ ማጠጣት ሳውሎች ካሉ መሰብሰብ እነዚያን የመሰብሰብ ወደ አንድ ገጥ የማድረግ ከዚህ አልፎ የመሸጥ የመለሞጥ ነገር አሉ ወደ ገበያ መውጣት በመስመር ላይ ከሆነ ደግሞ ተለያዩ የመስመር ስራዎች እነዚህን ፈልጌ የምሰራበት አጋጣሚ ይኖራል። የተለያዩ ሰዎች ይኖራሉ ለነሱም ስራ መስራት እና እንግዲህ ጠዋት ላይ የተለያዩ ስራዎች ይኖራሉ እና በተለይ እንግዲህ ጠዋት ላይ በስራ ምን ታደርጋለህ ለሚለው ጥያቄ ጠዋት ላይ በጣም ስራዎች ሰርቻለሁ። አብዛኛው ስራዎች የሚሰሩት ጠዋት ላይ ነው። ከሰአት የተለያዩ ነገሮች ስለሚኖሩ ድካም ከምናምን ከሙቀት ጋር ተያይዞ ስለሚኖር ጠዋት ላይ ግን የተለያዩ ስራዎችን በሰአቱ ሰርተን ያው የምናርፍበት ጊዜ ቢኖር

ማቅረብያ ማድረግ ትችላለህ። ማቅረቢያ ማድረግ እንግዲህ የተለያዩ ማቅረቢያ አይነቶች አሉ። ለምሳሌ ካሜራዎች አሉ፣ የተለያዩ ቴሌስኮፖች አሉ፣ ማይክሮስኮፖች አሉ። ሩቅና ቅርብ ነገሮችን የምንጠቀምበት አሉ ማቅረቢያ መድረክ ስላለ ማለት ነው። ከእሱ ጋር አያይዘው ሌሎችም እንግዲህ እንግዲህ አነሰ ቢባሉም መነጽሮችም አሉ። እንግዲህ የተለይዩ ደቃቃ ያሉ ነገሮችን የምናይበት፣ የምናነብበት፣ የምንሰራበት፣ ለአይናችን በዚያ ላይ ደግሞ መስጨማር ደግሞ አይናችን እንዳይጎዳንም የምንከላከልበት የፀሀይ ጨረሮችን እንዳይጎዱንም እንግዲህ መነጽሮችም አሉ። ከዚህ አልፎ ደግሞ እንግዲህ የተለያዩ ካሜሮች አሉ የርቁ ነገሮችን የተለያዩ ምርምሮችን የምናይበት እነሱ እነሱን ነገሮች እንግዲህ ያው የኔን እንግዲህ እኔ ማድረግ አልችልም። ማድረግ የምችለው እኔ ግን መነፀሮችን ነው። ለፀሀይ ጨረር ሌሎች ነገሮችንም አንዳንድ ነገሮችም ማቅርብ የምችለው ያው ድሮ ስማር በአንዳንድ ቦታ ሙከራዎች ያየኋቸው እንደ ማይክሮስኮፕ ያሉ ደቃቅ ዘ አካላትን ማየት ነው። እነሱን እነሱን ለማየት የሚያስችል ነበር። አሁን ላይ እንግዲህ የተለያዩ ነገር መሳሪያዎችም ስላሌለኝ የማያይ አቅርቤም የሚልበት ነገር የለም። ያው እንግዲህ በዛ ልክ ነው ያለው ብዬ ነው እንትን የምለው።

ማደንዘዝ ትወዳለህ ለሚለው ጥያቄ? ያው እንግዲህ ማደንዘዝ ማለት እንግዲህ ከቃሉ እንደምንረዳው አንድን ሰው በተለያየ ነገሮች ማፍዘዝ ማደንገዝ አፍዞ አደንዝዞም ያለውን ነገር መስረቅም የተለያዩ ነገሮችን መውሰድም መንጠቅም የሚያመላክት ስለሆነ እንግዲህ ማደንዘዝ ማለት አንዱ ትርጉሙ ይሄ ነው ሌሎች ደግሞ ማደንዘዝ ማለት ደግሞ የተለያዩ ህክምናዎችን የሚጠቀሙበት አለ። ያው እንግዲህ ሰውየው እንዳያመው የተለያዩ ነገሮች ስሜት እንዳይሰሙት አደንዝዘው የተለያዩ ነገሮችን ለማዳን ሲባል የሚደረግበት ነገር አለ። ግን አብዛኛው እንደኛ ቋንቋ ማደንዘዝ የሚለው ነገር እንግዲህ ሰዎችን አድንዝዞ በሆነ ነገር በአስማት ላይ በተለያየ ነገሮች አድንዝዞ ያለው ነገር መንጠቅ ነው። እንግዲህ አጠቃላይ ከዘረፋ ጋር የተያያዘ ስለሆነ ትንሽ አስቸጋሪ ነው እኔ አልችልም በቃ ይሄን ነገር ማድረግ አልፈልግም አልችልም። ግን ሰዎች አብዛኛው አንዳንድ ነገር የሚሞክሩት እንግዲህ በጣም ይጠቀሙበታል የተለያዩ ገንዘቦችን ለመስረቅ ሲሉ የሆነ በተለያየ ዘዴ ይጠቀሙ ያድርጉታል። ማደንዘዝ የሚለውን ነገር እኔ አልወደውም እንግዲህ አልፈልገውም ደስም አይለኝም

በተፈጥሮ ውስጥ መራመድ ትወዳለህ? ደስ የሚል ጥያቄ ነው። እንግዲህ በተፈጥሮም ውስጥ መራመድ ማለት እንግዲህ የተለያዩ ነገሮችን ሊያቃጥል ይችላል። ተፈጥሮ እንግዲህ ራሱ ሁሉም ነገር ሰጥተናል ለምሳሌ መሬትም ውሃም ተራሮችም አጠቃላይ ነገር ተፈጥሮ ናቸው። እንግዲህ በተፈጥሮ ውስጥ መራመድ ደስ ይላል። እንግዲህ ለምሳሌ መሬት አንድ ተፈጥሮ የሰጠንና አምላክ ፈጥሮ ሰጠን ነገር ናችሁ። እና እሷ ጋር መራመድ ደስ ይላል በተለያዩ ውሃዎች ዳር መራመድ ደስ ይላል በተለያዩ ነፋሻማ ቦታዎች ተፈጥሮ በተራሮች ላይ ተለያዩ ጋራዎች ለመራበድ ደስ ይላል። እንግዲህ ተፈጥሮ የሚተካ የለምና መልካም ምድሩ ጋር ሮሸንተረሩ ሁሉ ነገር ደስ ይላል። ከዜ ጋር ተያይዞ እንግዲህ ተፈጥሮ ትልቅ ውበት አለውና እሱ ጋር ተያይዞ ደስ ይለኛል። እንግዲህ ተፈጥሮ መራመድ በተለይ በወንዝ ዳር መሄድ መጎበኘት በተራራማዎች አካባቢ ጋራዎች ላይ መሄድ የተለያዩ ቦታዎችን ማየት እሱ እሱ ጋር ተይዞ ደስ ይላል። እና በተፈጥሮ ብ መራመድ በጣም ደስ ይላል። እንግዲህ ውሃ ውስጥ ዳር ለዳር መሄድ መራመድ እሱም ትልቅ ነገር ነው። እና እሱ እሱ ስጋ ተያይዞ ያለው ነገር ደስ ነው የሚለኝ

ከደንበኞች ጋር ትሰራለህ? አዎ እንግዲህ ከደንበኞች ጋር በመሰረቱ ስራ ሲሰራ ግዴታ ደንበኛ ያስፈልጋል ደንበኛ ሲኖር ተጠቃሚ ስኖር ያው እንግዲህ ያን ነገር የሚያቀርበው አካል ደግሞ አንድ ሰው ሊሆን ይችላል ብዙ ሰዎች ሊሆን ይችላል በግሩፕ ሊሆን ይችላል ያው እንደ ግልም እንደ ተቋም ሊሆን ይችላል። ከዚያ ጋር እንግዲህ ተገባብተን አብረን ከደንበኞች ጋር ምን ይፈልጋሉ ምን ትፈልጋላችሁ ብለን እኛ ነው ማቅረብ ያለብንን ነገር ጥራት ያለው ምርት እያቀረብን ነው ሰርቪስም አገልግሎትም ቢሆን። ጥራት ያለው ነገር እያቀረብና ለተለያዩ ሰዎች እናቀርባለን ግለ ደንበኞች በዚያ ልክ ነው። እና ደንበኞች ጋር እንግዲህ ተግባብተን እሰራለሁ እንደኔ በኩል እንደዚህ እያልኩ የምሰራው። ከተለያዩ ከሀገር ውስጥ በኋላ ከሀገር ውጪ ጭምር የተለያየ ደንበኞች ጋር አብሬ ተግባቦ በተለያዩ ስልኮች የተገናኘው በተለያዩ መተግበሪያዎች እያወራን እየተከበረን። የእንግዲህ ተለያይ ስራዎችን የሚሰራበት አጋጣሚ አለና በጣም ከደንበኞች ጋር የሚግባበት ሁኔታ ነው ያለው ብዬ ነው የማስበው እንደኔ እንግዲህ ጥሩ ነው ብዬ አስባለሁ። ባለሁበት ደረጃ

የስራ ምቾት ምኞቶች ምንድነው? ናቸው ለሚለው ጥያቄ? የስራ ምኞቶች ምንድነው ናቸው ለሚለው ጥያቄ እንግዲህ ሰው ላይ እንግዲህ በጣም ብዙ ነገር ይመኛልኝ። የመጀመሪያው ደረጃ እንግዲህ ቀላል ቀለል ያለ ስራዎች ሰርቶ ከፍ ያለ ከፍ ያለ ገቢ ለማግኘት ነው እሱ ግን ሁሌ አይገኝም። ማለትም ሰው ላይ መስዋት ከከፈለ በኋላ ነገሮችን የሚቀሉለት እንጂ ዝም ብሎ እንዲሁ ከመሬት የወረደ ነገር ወይ ከሰማይ የወረደ ነገር ምንም የሚወረደ ነገር የሚገኝ ነገር የለም። ጥራት ጥረት ግረት ያስፈልገዋል እና ያው ልፋት ያስፈልገዋል ከዚያ በኋላ ነገሮች እይቀለሉ ከልምድ አንፃር የሚሆነው እንጂ። እና እንደኔ የስራ ምኞትህ ምንድነው? ምንድን ናቸው የሚለው ጥያቄ? እንግዲህ ያው ቀላል ስራዎችን በመድረክ ላይ የሚሰሩ ስራዎችን ብሰራ ቁጭ ብዬ ትልልቅ ስራዎችን ያው በቃ አሪፍ አሪፍ ስራዎችን ብሰራ። ገቢያቸው አዘርፍናቸው ድካም ጉልበትም ፀሀይ ሁሉን ነገር ብርድ እንቅስቃሴ ይቀንሳሉ ከተላያዩ ምርቶች ጋር ከምሰራቸው ስራዎች ጋር ይልቅ በእነዚህ በሰፊ መጠነ ሰፊ የሆነ ዘርፋ ብዙ ሰፊ የሆነ ስራዎች ብሰራ ደስ ይለኛል። እና የተለያዩ አዳዲስ ነገሮችንም ብሞከርም ደስ ይለኛል ለቀጣይ ጊዜ ማለት ነው

ፍየል አይተህ ታውቃለህ? አዎ እንግዲህ ፍየል አይቼም አሳድጌ አርብቼም አርጄም በልቼም አውቃለሁ እንግዲህ ስገውን ማለት ነው። ፍየል እንግዲህ በተለይ እኛ ያደግንብት አካባቢ ገጠርማ አማካይ ስለሆነ ፍየል ግድ ነው እናውቃለን በቃ እናርባለን እንጠብቃለን። ለተለያዩ ለገቢ ምንጭ መሆን አለኝ ለምግብነት እናውላቸዋለን እንግዲህ እነሱን እያረድን የምንመገበት ሁኔታ አለ። በምግብነትም እንጠቀማለን በገቢ ምንጭ ደግሞ እንግዲህ እያረባን የተለያዩ ነገር እያሳደግን ወደ ገቢያ እያወጣን ገብያው ባለው ነገር በወቅታዊ ባለው ሁኔታ እየሸጥነ ለተለያዩ ችግሮች ለተለያዩ ገንዘቡን እያገኘን ተለያዩ መፍትሄዎችን እናመጣበታለን እንግዲህ ትልቅ ነገር ነው። እና እንደገቢ ምንጭም እናያለን። ያረባንም ለምግብ እንፈልግ እንጠቀምበታለን እና ፍየል በጣም ጥቅም አንደኛ አድገቷ በጣም ቶሎ ቶሎ ፈጣን ነች። በጣም በአመት በሁለቴ ስለሚወልዱ በጣም ይረባሉ ለገቢ የምጫቸው እራሱ ትልቅ ነው ደስ ይላል ስጋዎቸውም እንደዚህ ቢሆን በጣም ጠፋጭ

የድምጽ መልእክት ትልካለህ? አዎ የድምጽ መልእክት እልካለሁ በተለይ በመተግበርያ ለይ ያው ከመደወል ይልቅ ድምጽ አሪፍ ነው የድምጽ መልእክት። በተለይ በስልክ ላይ ጥሩ ነገር ነው። ያው ድምጽ ነገር እንልካለን ሪኳርድ አድርገን ድምፁን ቀድተን እንልካለን ከዚያ በኋላ ሰውየው በሚመቸው ሰዓት በገበበት ሰዓት ድምፁ ይደርሰዋል። የላክነው መረጃ በስርዓት መጠየቅ የምፈልገውን ያለውን ነገር የምንፈልገውን ነገር ከሰውየው ድምጽ። ቀድተን እንልካለን ሰውየው አይቶ መልሶ ወይ ይደውላል ወይም እሱ መልሶ ቀድቶ ይልካል ከዚያ በዚህ እንግባባለን የድምጽ መልእክት በጣም ወሳኝና ወሳኝነት ያለው ነው። በተለይ በስማርት ፎን ላይ ያለው ጠቀሜታ በጣም እጅግ ብዙ ነው ያው ተንቀሳቃሽ ስለሆነ በላፕቶፕም አለ። በሁሉም ነገር መጠቀም ይቻላል በኤልክትሮንክስ እቃዎች ግን በስማርት ፎን ላይ በተለይ ያው ተንቀሳቃሽ ስለሆነ በፈለግነው ቦታ ወጣን። የድምጽ መልክት እንልካለን ለምንፈልገው ሰው በቃ ቶሎ ይደርሳል ሰውየው በገባ ሰዓት ያየዋል ዳታ በበራ ዳታ በተጠቀመ ወይም ኢንተርኔት በከፈተ ሰዓት ያየዋል። መልሶ እሱም ደግሞ እንግዲህ ያው ድምፁን እኛ የጠየቅነውን መልሶ መልሱ ምላሹን ያደርሰናል ማለት ነው

የፀሀይ ስትጠልቅ መመለከት ትወዳለህ ለሚለው ጥያቄ? ፀሀይ እንግዲህ ስትጠልቅ ያው እናያታለን። ያው እንግዲህ ፀሀይ ደስ ይላል ወደ ማታ ማታ አካባቢ አስራ ሁለት ሰዓት አካባቢ ተኩል አካባቢ ፀሀይዋ ትገባለች ወደ መስኮቷ። እና ስናያት ደስ ትላለች የማታ ጀምበር ደስ ይላል ያው ፈገግታዋ ምኗ ቅዝቃዜዋ አጠቃላይ የማታ አድማስ የሚባል ነገር እንግዲህ አለ እሱ ጋር ተየይዞ እንግዲ ፀሀይ ስጠልቅ እናያታለን ስትወጣ እናያታለን ስትገባ ልክ ስትጠልቅም እናያታለን። አንዳንድ ወቅቶች ለምሳሌ ደመና የሆነ ዝናብ ካልሆነ በሌሎች ወቅት ትታያለች ግን ያን ያህል እንግዲህ የማየት ፍላጎቱ እንግዲህ ያው ዝም ብለን እንዲሁ ገጥመን ነው የምናያት እንጂ ሆን ብለን ላናያት እንችላለን እኔ ለራሱ ሆን ብየ አላያትም። ግን ገጠመኝ እንግዲህ ያው አይናችን ሲላክ መሄድ ስንፈልግ ምናምን እናያታለን። ስራ ከሆነ እንደዚህ ገጠመኝ ደግሞ እንግዲህ የማይመቸነ ሰዓት ከሆነ አናያትም። ግን እንደ አጠቃላይ መመልከት ትወዳለህ የሚለው ነገር ያው ብዙም አይደለም። ስፈልግ አያለሁ ሳልፈልግ አያለሁ እንጂ ብዙን ያን ያህል ወድጄ የምከታተላት ነገር አይደለም። የፀሀይ መጥለቅ እንደ አጠቃላይ ሲያዪት ደስ ትላለች እንዴት እንደምትገባ ምናምን ሲያዩት በጣም ደስ ትላለች። ጀንበሯም ቀዝቀዝ ስለሚል

በመስመር ላይ ገዢ ነህ? በመስመር ለመሸጥ መለወጥ እንግዲህ በአሁኑ ሰዓት በጣም የተለመደ ሆኖ መጥቷልኝ እና ገበያውን አብዛኛው የተቆጣጠረው ያለ እንግዲህ በመስመር ላይ መሸጥ መለወጥ ነው በተለይ ከዚህ ከንግድ ጋር ተይዞ በመስመር ለሚሸጡ ንግዶች የትሬዲንጎች አለም እንግዲህ በተለያዩ የመተግበሮች ተጠቅመን ለምሳሌ እንደ ባይናስ እንደ ባይ ቢት የተለያዩ መተግበሪያዎችን ተጠቅመን የምንሸጠው ነገር አለ እሱ እሱ እንግዲህ ጥሩ ነው እና በመስመር ላይ ገዢ ነህ የሚለውን አሁን ላይ እንግዲህ ገና ነኝ አልጠቀምም ያን ያህል ገና ጀመርን እኔ እያልን አስባለሁኝ ያው እንግዲህ ከዚህ በኋላ ግን እጠቀማለሁ እያሰባለሁ ተለያዩ ገቢዎችን መገቢት እችላለሁ እያለሁ የምፈልገውን ነገር ማስመጣት የምፈልገውን ነገር መሸጥ ደግሞ በጣም ጠቃሚ ነው በመሠረቱት እንግዲህ በጣም በጣም እጅግ በጣም ጠቃሚ ነው በጣም ከሀገር ውስጥ የሆኑ መምህርቶችን ለማስገባት በመስመር ላይ የምንፈልገውን ከፍለን ያው እቃዎችን የምንፈልገውን ነገር እናገኛለን ከሰዎች ጋር ተግባብተን ላይ ስራዎችን እንሰራለን እና በጣም ጠቃሚ

የትኛውን ወቅት ትወዳለህ? ያው እንግዲህ ወራቶች አስራ ሁለት ወራት አለ እንደ ኢትዮጵያ ከጳጉሜ ጋር አስራ ሶስት ወራት ይባላል እኛ አምስት ቀን ወይ ስድስት ቀን ናተ ጳጉሜ። ከወራቶቹ ሁሉ እንግዲሂ ደስ የሚለው እንደ ኢትዮጵያ እንደ ሀገራችን ያው መስከረም ላይ ነው እንግዲህ መስከረም የአዲስ አመት መለወጫ እስከሆነ ድረስ። ያው እንግዲህ አመቶች ክረምቱ አልቆ ያው ፈገግ የሚልበት ነው ዝናቡ ትንሽ የሚታገስበት ነው ፀሀያማ የሚታይበት ነው እና የተለያየ አበቦች ፍክት ብለው። የተለያዩ ሰብሎች ምርቶች እንግዲህ የው ጥሩ ቡቃያ የሚሆኑበት አበባዎች የሚታዩበት በዚህ ሳርስ እስከሆነ ድረስ። የወቅቱ ጥሩ ደስ የሚል ወቅት ነው ብዬ አምናለሁ እኔ እንግዲህ እኔ እንደራሴ ደስ የሚልኝ እሱ ነው። እንግዲህ ከአደይ አበባዎች ጋር ከእንቁጣጣሽ ጋር የምላቸው አበባዎች አሉ ከሱ ጋር ተያይዘን። አዲስ አመትን እክብረን ከዚህ የተለያዩ ሰብሎች ይደርሳሉ ያፈራሉ። አዲስ እሸት አዲስ ማዕዛ አለው ምግብ ይደርሳልኝ ያው እንግዲህ እሱ ጋር ተያይዞ ደስ የሚል ነገር ነው ያለው። እና መስከረምን እኔ እመርጠዋለሁ የትምህርት ዘመናትን የሚከፈቱም በኢትዮጵያ መስከረም ነው የሚከፈቱትኝ በጣም ደስ የሚሉ ወቅት ነው ያለው በዚያን ወራት ማለት ነው

የክላውድ ማከመቻ ትጠቀማለህ? አዎ እጠቀማለሁ እንግዲህ የክላውድ ማከመቻም በጣም ደስ የሚል መረጃን በደንብ የሚይዝ ነው። ይሄ እንግዲህ እኛ መግቢያችን እስካወቅነው ድረስ ኢሜላችን እና የይለፍ ቃላችን እስካወቅነው የለፍ ቃላችን እስካወቅነው ድረስ በደንብ የሚጠቅም ነው በቃ በጣም አስተማመኝ ከተባለው መንገድ እሱ ነው እና እጠቀማለሁ የተለያየ መረጃዎችን በጣም ወሳኝ ወሳኝ መረጃዎችን አሉ የምላቸው መረጃዎችን በጣም ጠቀሜ መረጃዎችን እዚያ ጋር አስቀምጣለሁ። በፈለኩ ሰዓት አገኛቸዋለሁ በፈለኩ ሰዓት መጠቀም እችላለሁ እነ ክላውድ ማከማቻ በጣም እጅግ በጣም ጠቃሚ ነው። ካሉት እንግዲህ ማስቀመጫ ቦታዎች እጅጉ በጣም ጠቃሚ የምወስደውን የክላውድ ማከማቻ ነው። ከሱ እንግዲህ ጎግል እጠቀማለሁ እሱን እንግዲህ ክላውድ ማከማቻ ማለት በጣም ደስ የሚል ነገር ነው። የተለያዩ ትልቅ መረጃዎችን መያዝ የሚችል ነው። ከዚህ ጋር አያይዞ እንግዲህ ጎግል ድራይቭ በጣም የምወደው ነው። ደስ የሚለኝ ነው። በሱ ውስጥ ግን ሌሎችም በጣም ብዙ አሉ። እሱን ጋር በዋናነት

ሃይማኖታዊ ግብር ታከብራለህ አዎ እንግዲህ ሃይማኖታዊ ግብር ማለት እንግዲህ ሃይማኖት እንግዲህ ራሱን የቻለ መገለጫ ነው። እንግዲህ እያንዳንዱ ሰው ራሱን የቻለ የሚያምንበት አለ የራስ እምነት አለ የራሱ ሃይማኖት አለው። ሃይማኖት ደግሞ የሚያዘው ስርዓት አለው የተጻፈ አለ የሆነ ስርዓት አለው። በቃ ስራ ሰዎች በዚያ እንዲገዙ በዚያ እንዲያከብሩ ያን ተከትለው ሁሉን ድርጊት። አምላክ ያስተላልፋቸው ያጻፋቸው አምላክ እንግዲህ በሰዎች ላይ አድሮ ያጻፋቸው የተለያዩ ስራ ስርዓቶች አሉ። በቃ እኔ የምልሕን አድርግ እኔ ማዝህን ተግብር መመሪያየን አክብር ትእዛዜን ብትወዱኝ አክብሩ የሚሉ በጣም ብዙ ነገሮች አሉ። መጽሐፍት ላይ እነሱ እንግዲህ አባቶች የተሻሉ አባቶች ደግሞ ትምህርቱን የተማሩ ያው እንግዲህ ቀረብ ያሉ ለፈጣሪ ቀረብ ብለው የተማሩ ያው ትምህርቱም በእኛ በኩል ቄስ ትምህርት እንለዋለን። እሱን በደንብ የተማሩ ያወቁ ያው ለእኛ ደግሞ እንግዲህ ያስተላልፋሉ ትምርቱን እኛ እሱን ተከትለን በደንብ እንመራለን። የተለያዩ ባህሎችን እናከብራለን እንመራለን እነሱን እንደማመጣለን የሚያዙንን እንሰማለን ማለት ነው። ሃይማኖታዊ ግብር ተግባርአለ በደንብ ነው የማከብረው

የጨረቃ ብርሃን ትወዳለህ? አዎ የጨረቃ ብርሃን እወዳለሁ። በጣም ነው የምወደው የጨረቃ ብርሃን ብርሃን። ጨረቃ ብርሃን በአብዛኛው የምፈልገው ሰዓት ገጠር ላይ ለተለያዩ ስራዎች በምፈልገው ሰዓት ነው። አርሶአደሮች በጣም ይፈልጓታል የጨርቃ ብርሃን ከቀኗ ፀሀይ በተጨማሪ የጨርቃ ብርሃን በጣም አስፈላጊ ናት። የተለያዩ ስራዎችን ምሽት ላይ ይሰራሉ፣ ምሽት ላይ ምክንያቱም ሙቀት የለም ምን የለም ምን የለም ደስ የሚል ነው በቃ ሙቀት ስላለ በጣም ብዙ ስራዎችን በአንድ ላይ መስራት ይቻላል። በተለይ በቡድን ሆኖ የሚሰሩ ስራዎች ማታ ላይ ነው አብዛኛውን ሚሰሩትኝ። እንደ ገጠራማ አካባቢ ከዛ ጋር ተየዞ ጨረቃ እንግዲህ በጣም ትልቅ አስተዋጽኦ አላትኝ ያው እንግዲህ ትንሽ ብርሃኑ በጣም አሪፍ ስለሚሆን ከዚያ ጋር ተያይዞ የምንፈልገውን ነገር ሰብል በተለይ ሰብል መሰብሰብ ሁኔታዎች ላይ ተያይዞ እሱ በጣም ደስ የሚል ነገር ነው ያለው። የጨረቃ ብርሃን በጣም እና በጣም የሚናፍቅና ትዝ የሚል ትዝታ አለብት ገጠር ላይ ስራዎችንም ለመስራት በጣም አመች የሆነች ብርሃን አላት ብዬ ነው ማምነው፤ እና ጨረቃን በጣም እወዳታለሁ። እኔም ብዙ ጊዜ እጠቅመኛለሁ አሁን እየተጠቀሙባት ነው ያለሁ ብዬ ነው ማምነው ጨረቃ በጣም ደስ ምትል ብርሃን አላትኝ።

አዲስ አመት እንዴት ታከብራለህ? አዲስ አመትን እንግዲህ እንዴት ታከብራለህ የሚለው ጥያቄ እንግዲህ ያው አዲስ አመት እንግዲህ ሁሉ ነገር አዲስ ሀሳብ እሚመጣበት አዲስ ግንኙነት እሚመጣበት አዲስ ፕሮግራም አዲስ እቅድ ከተ ከአንድ ግለሰብ ጀምሮ እስከ ላይኛው እስከ መንግስታት ደረጃ የሚያቅዱበት ነው። እንግዲህ እያንዳንዱ የራሱ የሆነ የዘመን አቆጣጠር አለው። እንደ ኢትዮጵያ የምናከብረው እንግዲህ መስከረም አንድ ቀን ነው። እንግዲህ ክረምቶች ሀምሌና ነሀሴ ያው ከፍተኛ ዝናብ አለባቸው ብርድ አለ የተለያዩ ደመናዎች አሉ ብርዶች አሉ ቅዝቃዜዎች አሉ። አዝመራዎች የሚዘመሩበት ነው በዚያ ላይ እንግዲህ ከዛ በኋላ ያው መስከረም ሲመጣ ማለት ነው። አዲስ ቀን አዲስ ሀሳብ ይመጣልኝ። መስከረም እንግዲህ አንድ ቀን በጠም በደንብ እናከብራለን እንግዲህ ሁሉም ቤተሰቡ ጋር ግን የሚውልበት ነው ሁሉም ከናፈቀው ሰው ጋር የሚገናኝበት ነው። ያው ከቤተሰብ ጋር ልጆቹ ጋር ከእናት አባት ጋር ሁሉም አብሮ አክብሮ ያው አርዶ በተለያዩ ምግቦች በዛ ባሉ ምግቦች በተለያዩ ዝግጅቶች ደመቅ ሞቅ አድርጎ የሚያከብርበት ነው። ከዚህ ጋር ተያያዞ እንግዲህ አዲስ አመት እኔም ራሴ እንግዲህ መንገድ አከብራለሁ ከጓደኞቼ ጋር የተለያዩ ዝግጅቶችን አድርገን የተለያዩ ጨዋታው እየተጫወትን በጣም አቤተሰብ ጋር የምናከብርበት ነው። እና አዲስ አመት በጣም ልዩ ነው። ለኔ በደንብ አከ

በትምህርት ቤት የምትወደው ትምህርት ምን ነበር? እንግዲህ በትምህርት ቤት ስንማር የተለያዩ ትምህርቶችን ተምረናል ከአንደኛ ክፍል እስከ ዩኒቨርሲቲ እስከመጨረሻው የመጀመሪያ ዲግሪያችን እስከምንይዝበት እንግዲህ ትምህርቶችን በጣም እጅግ ዘመን ብዙ ትምህርት አይነቶች ተምረናል። ከዚህም ጋር ተያይዞ እንግዲህ የቁጥር ትምህርቶችን በጣም ደስ ይሉኝ ነበር እኔ እንግዲህ ያው የቁጥር ትምህርቶች የተለያዩ ቀመሮች አሉ እነሱ እነሱ በጣም ጥሩ ነበሩ። ያው እንግዲህ ከዚህ ጋር ተያይዞ በጣም በተለይ ወደ ከፍተኛ ትምህርት ስንጓዝ ቀመሮች በጣም በዛ ይላሉ ሀሳቦችም ትንሽ ጠጠር ይላሉ ያው ማለት ከበድ እያለ መጥቶኝ። እነሱ ጋር ተያያዞ እንግዲህ የተለያዩ ከበድ ከበድ ያሉ ቀመሮች ሁላ የሰራንበት አጋጣሚ አለ እንግዲህ እሱ እሱን ሁላ እንግዲህ ጨራርሰን። ያው እንግዲህ በተለይ ቀመር ትምህርቶች በጣም ፍቅር ነበረኝ የሂሳብ ትምህርቶች እንደዚህ ነገር የኬሚስትሪ ትምህርቶች ጋር ተያይዞ። ነበረ የፍቅር እንግዲህ እሱ እንግዲህ የተለያየ እንግዲያ ተምረን ጨርሰን ነበር ግን መጨረሻው እንደጠበቅነው አልሆነም። የምንፈልገውን ነገር አላገኘንም እንግዲህ የራሳችን መንገድ ተከትለን ደግሞ ሌሎች ጌም የምናገኛቸው የምናገኝበትን መንገድ ተከትለን እየሰራን ነው ያለነው። እና ቀጣይ ደግሞ አዲስ ነገር እንሰራለን ብለን ተስፋ

በምንጣፍ ላይ ትቀመጣለህ? አዎ እቀመጣለሁ። እንግዲህ እንደ ኢትዮጵያ እንደ ባህላችንም እንግዲህ እያንዳንዱ ሀገር የራሱን የቻለ ባህልና ወግ ባህል ወግ ማይረግ አለው እንግዲህ የራሱ የሚመራበት አለሁ ህብረተሰቡን የሚስተናግድበት ሰውን የሚያክርበት መንገድ አለ መገለጫ አለው። እና እንደኛ እንደ ኢትዮጵያ በተለይ እንደ ገጠራማ አካባቢ እንግዲህ ሰው ሲሄድ መጀመሪያ የሚነጠፈው ምንጣፍ ነው። እንግዲህ ገና ከመሄዱ በቃ ግባ ተብሎ የእግዜር እንግዳ የእግዚአብሔር እንግዳ ተብሎ እንግዲህስ ሰው ወደ ቤት ይገባ የመሸበትም ሆኑ ዘመድ ሊጠይቅ ሄደ። ሰዎች እንግዲህ ቅድሚያ ምንጣፍ ይነጠፍላቸዋል እንግዲህ ምንጣፉም ደግሞ እንግዲህ አብዛኛው ገጠር የሚታወቀው የእስሳት ቆዳ ነው። ለምሳሌ የበግ የፍየል የከብቶች ቆዳ የነሱ ጠንካራ ስለመሆነ በቃ እስከብዙ ጊዜ ያገለግላሉ እነሱን ነው የምንጠፉም። ከያ ሰውየውን ተቀብሎ እንግዲህ ያው እግሮችን ከተቻለ እግር ማጠብ አለ። እግሮ አጥቦ የሆነ እንግዲህ በክብር ተቀብሎ ይኸው ምግብ ምናምን አበላልቶ የሚጠጣ ነገርም ካለ። ቤት ያፈራውን አበልቶ ከዚያ በኋላ ወደ ሚተኛ ምኝታ አርፎ ገብቶ። በነገታው እንግዲህ ምሽቱን ሲጫወት አምሽቶ በበነገት የሚሄድ ከሆነ ይሄዳል። የሚወል ከሆነ አብሮ በጨዋታ ማሳለፍ ነው ያለው ሁኔታ እና እንግዳ ለማክበር ኢትዮጵያ። በዚህ ነገር ቀዳሚናት ብዬ አምናለው

ቀርቀሃ በአካባቢው ያድጋል። እንግዲህ ይሄን ነገር ከዚህ በፊትም ምናወራ መሰለኝ አለኝ እንግዲህ ቀርቀሃ ማለት እንግዲህ ያው ቀርቀሃ የሆነ ተክል ነገር ነው። የሆነ በመሰረቱ ለበጣም ብዙ ነገር አገልግሎት አለው ቀርከሃ። የተለያዩ ነገሮች ቅርጻ ቅርጽ መስራት ይሆናል ለምሳሌ ለቅርጫት መስሪያ ይሆናል ትለያዩ ጎተራ መሰል እህል መያዣ ነገሮችም ይሰራል። ትልልቅ ተደርጎ ለተለያዩ ቅርጻ ቅርጾች ለቅርጫት መስሪያ ለወንበር መስሪያ ለተለያዩ ለቤት መስሪያም ይሆናሉ። እንግዲህ ለ ወፋፈሮች በደንብ ለ ለካፌ ምናምን ነገር እንጠቀምባቸዋለን ለሆቴሎች ምናምን ይኸው እንጠቀምባቸዋለን። ለተወየውን ነገር የሚስብ ነገር አላት ደስ የሚል ነገር አላትና ከእሱ ጋር ተያይዞ እንግዲህ ያለ ብዙ ነገር እና ቀርከሃ በጣም አሪፍ ነገር ነው። እና በአካባቢው አድርጋለሁ የሚለው ቅርቃሃ በአካባቢው የለም። አኛ ጋር የለም እንግዲህ እንደ አጋጣሚ ሆኖ እንግዲህ የለም። ያው የምንጠቀመውም ገዝተን ምናምን ነው እንጂ አኛ አካባቢ ቀርቀህ የሚባል የለም። ግን ጥቅሙን እንዳለ እናየዋለን እንዴት ነው? የሰሩትም እናያቸዋለን በሌላ አካባቢ ስንሄድ

ቅሬታዎችን እንዴት ታስተናግዳለህ? ያው እንግዲህ ቅሬታዎች ወይም ግምገማዎች ወይም አስተያየቶች እንግዲህ ይኖራሉ አስተያየት ራሱን የቻለ ነው ቅሬታ ማለት እንግዲህ አንድ ነገር ከተላለፈ በኋላ አንድ ነገር ከተሰራ በኋላ በሰዎች ዘንድ ይመጣ እንግዲህ ያው ይቅር እይተኛል ነው ጥሩ አላደለም ስሜት ነው። እነዛ ሰዎች የሚገባ ይገባኛል የሚሉትን ጥያቄ እንግዲህ የሆነ ነገር ከጎደለባቸው የሰሩት ነገር በትክክል ካላገኙ ወይም የተሰጡት ነገር ትክክል ካልሆነ እንግዲህ ቅሬታ ይሰጣሉ ይመጣሉ ወደ እኔ፤ እኔ ደግሞ እንግዲህ የሰራሁትን ነገር የነሱን ቅሬታ በደንብ ከፈተሽኩ በኋላ እንግዲህ የጎደላቸው ነገር ካለ የሚፈልጉት ካለ የሚፈልጉን ነገር ያልተሳካላቸው ካለ ወይም በሰሩት ልክ የማያገኙት ነገር ካለ ወይም በድርሻ ሲከፋፈር የሆነ ነገር ሲያገኙ የጎደላቸው ነገር ካለ እንግዲህ አይቼ መርምሬ ትክክል አለመሆን ከተረዳሁ በኋላ ያው ለማሰራጨት እንደገና መሞከር ነው። እንግዲህ ቅሬታዎቻችን በደስታ በሰላም በፍቅር መቀበል ነው ያው በደንብ ተቀብሎ ጥያቄዎቻቸውን ማስተናገድ ነው። ከዚያ በኋላም የሚስተካከለውን ነገር ማስተካከል ነው በጣም የሚከብድ ነገር ከሆነ ደግሞ ወደ ሌሎች መሪዎች ወስዶ እንዲፈታ ማድረግ ነው ነገሩ እና ቅሬታም በስርዓት መቀበል አለብኝ ብዬ ምን አለው እቀበላለሁ

ወደ ስራ በሰአት ትደርሳለህ? አዎ በሰአት ወደ ስራ እንግዲህ በሰአት እደርሳለህ ብየ እንደኔ አስባለሁ። ይኸው እንግዲህ ወደ ስራ ሰዓት የስራ ሰዓት እንግዲህ መከበር አለበት። ሰዓት መመሪያው የወጣው እንግዲህ የራሱን የቻለ ሰዓት ገደብ አለው ከዚህ ሰዓት እስከዚህ ሰዓት ስራ እንድትገኝ ይላል። እንግዲህ ውሎ እንዴት ውሎ ላይ እንዴት ስራ ስራ እንደሚሰራ ራሱን የቻለ የግል ተቋም ከሆነ የመንግስትም ከሆነ የግልም ከሆነ ራሱን የቻለ ስራ የሚሰራበት መደበኛ የሆነ ጊዜ አለ። በዚህ ሰዓት እንግዲህ ትደርሳለህ የሚለው ሰዓት አዎ በጣም እሰራለሁ እደርሳለሁ አከብራለሁ ሰዓት የመጀመሪያ ደረጃ ሰዓት ማክበር ነው። ለሁሉም ነገር ሰዓት ሲከበር ስራው በትክክል ይሰራሉ። ሰዓት መከበር ከሌለ ግን ደንበኞች ይጉላሉ ስራው ራሱ ወደኋላ ቀድሞ መስራት ያለበት ያው እየተጓተተ ይሄዳልና። ትንሽ የመዘግየት ሁኔታ አለና እና በሰአቱም ደርሼ ስራዬን ለመስራት እጥራለሁ። እሞክራለሁ ከዚህ በኋላ ማሻሻል ጎዶሎ ካለብኝ አሻሽላለሁ። ሰአቴን ግን በስርዓት ለመጠቀም እሞክራለሁ

ስለ ፀጉር ተንከባክበህ ትወደዋለህ? አዎ እንግዲህ ፀጉር ማለት እንግዲህ አንድ የወበታችን መገለጫ ነው። ፀጉር ማለት እንግዲህ ደስ የሚል ውበት ያለው ሲያዩት ደስ የሚል ነው። ፀጉሬን በስራአት እንከባከባዋለሁ አጸዳለሁ እታጥበዋለሁ። እስተካከለዋለሁ ማሽን ቤት እየሄድኩ ምናምን። እና ጽጋር ተያይዞ እንግዲህ ፀጉሬን በደምብ እንከባከበዋለን ፀጉሬን ስንከባከበው ደግሞ እንግዲህ ራሴን ከአንገተ በላይ ያለው ነገር ሁሉ ነገር መጸዳት መንከባከብ አለብኝና ለጤንነት ለአእምሮው ሁሉ ነገር። ያው እንግዲህ እሱ ነገር ጥሩ ነውና ፀጉርን መንከባከብ የሚለው ጋር ተያይዞ ያለው ጥያቄን በደንብ ነው የምንከባከበው ፀጉሬን። በደንብ ነው በቃ እንግዲህ በቀን በቀን በቀን ካልቻልኩ ደግሞ በሁለት ቀን የምታጠብበት ማጸዳበት ጊዜ አለና። ከዚህ ጋር ተያይዞ እንግዲህ ፀጉር ጤንነቴን በስራት ባለው መልኩ ነው የምጠብቅ ብዬ አስባለሁ እንደኔ እና ፀጉሬን በስርዓት ነው የምከባከበው ደስ ይለኛል እወደዋለሁ። ፀጉር ጌጥ ነው ውበት ነው መገለጫችን ነው እንግዲህ ሰው የሌለው ሰው ትንሽ እንግዲህ መላጣ የሆነ መላ ገጠብ ሲል ወይም መለጥ ሲል ትንሽ እንትን ይላል። ይደብራል ፀጉር ያለ ሰው ግን ደስ ይላል ፀጉር የደምቃል

መዋቢያ ትጠቀማለህ? ለሚለው ጥያቄ መዋቢያ እንግዲህ መዋቢያ ማለት ብዙ አይነት አለ ከዚህ ከኮስሞቲክስ ጋር ተያይዞ ከመዋቢያ ነገሮች ጋር ተያይዞ ሰራሽ የሆኑ ነገሮች ናቸው። አብዛኞቹ እንግዲህ በዚህ ነገር እንግዲህ አብዛኞቹ ሴቶቻችን ናቸው የሚዋውበት የሚጠቀሙበት። ረጅም ሰዓት እንግዲህ ከእያንዳንዱ አካላታቸው ጋር ከፀጉራቸው ጋር አያይዘው የሚጠቀሙት እንደዛ ነው። እኔ ወንድ ነኝ ወንዶች አለ ግን በጣም ብዙ ወንድ የሚጠቀሙት ላይ ብዙም አይደሉም። እኔም እንግዲህ መዋቢያ ብዙም አልጠቀምም። ተፈጥሮ የሰጠኝን ነገር ነው ተጠቅሜ ምሄደው። ያው ግን ማጽዳት ያለብኝን ነገር አጸዳለሁ። መታጠብ ያለብኝን ነገር እታጠባለሁ። ማጽዳት ያለብኝን ነገር እንግዲህ አጸዳለሁ። ያን ያህል የተለያየ መዋቢያዎችን እየቀያየርኩ እየገዛሁ ምናምን አልጠቀምም። ያዎ እንግዲህ መዋቢያ ግን ያን ያህል ተጠቃሚ አይደለሁም። መንከባከብ ያለብኝን ነገር ግን ግዴታ አስፈላጊ የሆኑ ነገሮችን እንከባከባለሁ። እና በዛ ልክ ነው ያለው።

ምን አይነት ጫማ ትወዳለህ? ያው እንግዲህ የጫማ አይነቶች ብዙ ናቸው ክፍት ጫማ አለ። ሽፍን ጫማ አለ ቀለል ያሉ የ ለምሳሌ ለአካል ወቅት እንቅስቃሴ የሚሆኑ ጫማዎች አሉ። ከባድ አቸው አሉ ረዣዥሞች አሉ ለ ለቀዝቃዛ ተብለው የተሰሩ አሉ ለሙቀት ተብለው የተሰሩ አሉ። እነሱ እነሱ አሉ እንግዲህ እኔ አብዛኛውን ምወደው እንግዲህ መካከለኛ ጫማዎች አሉ ለሙቀት ሙቀት ሚስቡ በተለይ ቢሆኑ አሪፍ ነው። ከፈት ያሉ ክፍት የሆኑ ጫማዎች አሉ። እነሱ ቢሆን እንግዲህ እመርጣለሁ እንግዲህ ያው ብዙም ሽፍን ጫማ ብዙም አልወድም እኔ ከፍት የሆነ ጫማዎች አሉ እነሱን እወዳለሁ። ሽፍንም ቢሆን ደግሞ ቀለል ያሉ ያው ማይከብዱ ሙቀት ማይስቡ ምናምን ጫማዎች ቢሆኑ ተመራጭ ናቸው እነሱን ነው ምመርጠው። እኛ አካባቢ ደግሞ አየር ፀባዩ ያን ያህል እንግዲህ መካከለኛ እስከሆነ ድረስ ያው ብዛት ብርድም የለም ሙቀትም የለም። ያን ያህል መካከለኛው ጫማዎች በቃም ቀላል የሆኑ ክፍት የሆኑ ነገሮች እያቀያየርን ምንለብሳቸው እንደዚያ ቢሆኑ ደስ ይለኛል እንግዲህ እና የምጠቀመው እኔ ያንን ነው። እንግዲህ በብዛት ክፍት ጫማዎችን እመርጣቸዋለሁ በተለይ በአብዛኛው

ዋና ሀላፊነቶች ምንድን ናቸው? ዋና ሀላፊነቶች እንግዲህ ያው ቤተሰብ ማስተዳደር ነው እንግዲህ ባለቤቴ ልጆቼን አልፎ ተርፎ ደግሞ እናት አባቶች ወላጆችን ለነሱ መታዘዝ እንግዲህ እነሱ ወልደው አሳድገው ከዚህ አድርሰውኛል እንግዲህ እስከዚህ እድሜ ራሴ ድረስ እንድደርስ ያደረጉኝ በእነሱ ትግል ነውና ያው እንግዲህ ፈጣሪ እስከ ፈቀድ ድረስ አብረን እየኖርን በፍቅር በሰላም የተለያዩ ስራዎች የተጋገዝን እኔ ደግሞ እነሱ መርዳት ሀላፊነት አለብኝና እንግዲህ በቻልኩት አቅም በጉልበትም በአቅም በሀሳብም በገንዘብም በተለያዩ ነገሮች እየረዳው ቤተሰብን ማስደሰት አለብኝ እና እንግዲህ ሀላፊነቴ እንደዚህ አይነት ዋናው ከዚህ በተጨማሪ ደግሞ እንግዲህ ባለቤቴን፣ ልጆችን መንከባከብ፣ ቤቴን በደንብ መቆጣጠር፣ የተለያዩ ነገሮችን መቆጣጠር፣ በስርዓት የመያዝ በፍቅር የመኖር፣ በሰላም የመኖር እንግዲህ ግዴታ አለብኝ እና ያው እንግዲህ ሰው ከአሥራ ስምንት አመት ላይ ከሆነው ግዴታ የራሱ ሀላፊነት አለበት እና ሀላፊነቴን እየተወጣው ለሌሎች አርያ ሆኜ ለበታቾቼ ደግሞ ጥሩ ነገር እያስተማርኩ ነው እቀጥላለሁ ማለት ነው፤ እና የሀላፊነት በጣም ብዙ ሀላፊነት አለብኝ፣ በስራም ሀላፊነት አለብኝ፣ ቤተሰብም አጠቃላይ በጣም ብዙ ነገር ሀላፊነት አለብኝ እንደማውቀው እንግዲህ

ቅመማ ቅመም የበዛበት ምግብ ትወዳለህያው የቅመማ ቅመም ግድ። በተለይ ሰዎች የሚያዘጋጁት ናቸው ሰዎች እንግዲህ የተለያዩ ንጥረ ነገሮችን በአንድ ጨምቀው ለተለያዩ ማጣፈጫዎች ለምግብ ለተለያዩ ነገሮችን ማጣፈጫ ተብለው የሚሰሩ ናቸው። እነሱ የተነሳ እንግዲህ ያው እንግዲህ እርግጥ በደንብ ያጣፍጣሉ ግን ያው እሱ ጋር ተያይዞ ሲበዙም ያን ያህል ተጽኖ ስለሚኖራቸው ቅመማ ቅመም የሚበዛበት ምግብ እንግዲህ እኔ ብዙ ያኔ ያህል ፍላጎት የለኝም። ቢያንስ የተወሰነ አሉ ሁልጊዜ የምንጠቅማቸው ቅመሞች አሉ ማጣፈጫዎች ነው እንጂ ብዛት ያለውን ቅመማ ቅመም እኔ የምጠቀምበት ሁኔታ አይደለሁም። ግን በቃ የተለመደ ቅመም አለ ያን ሁሌ በቃ የምንጠቀመው እሱን ቢሆን በመጠኑ መጠን አለው በደንብ ለክተን ሳይበዛ በደንብ አድርገን ያው ምግቦችን አጣፍጥ የምንመላበት ሁኔታ አለ። ከዛ ጋር አያይዞ ነው እንግዲህ ቅመማ ቅመም የበዛበት ምግብ ያን ያህል እኔ ፍላጎት የለኝም አልወደውም ብዬ ነው የማምነው። ግን ሁሌ የምንጠቀመው ነገር አለ እሱን እንጠቀማለን ያው በመጠኑ መጠን እያደርኝ ሁሉ መጠን አለው ለምደነዋል በሱ ሁኔታ እንጠቀማለን ማለት ነው

የትኛውም በዓል ትወዳለህ? ከባላቶች ሁሉ እንግዲህ ከዚህ ቀድም እንደተናገርኩት ይሄው እንግዲህ የገና በዓልን ነው ምወደው እኔ የገና በዓልን በጣም ከምንም በላይ እወደዋለሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደበት ነው እንግዲህ የገና በዓል ማለት ይሄው እንግዲህ ከዚህ ጋር አያያዙ እንግዲህ ገና በዓል በጣም ደስ የሚል ሁኔታ ነው ያለበት። እና ገና በዓል በጣም ደስ ይለኛል ከእሱ ቀጥሎ እንግዲህ ቅድም እንደጠቀስኩት ጥምቀት በዓል አለ ፋሲካ በዓል አለ የዘመን መለወጫ ላይ መስከረም ላይ አዲስ አመት አለ። ከዚህ ጋር ተያያዙ ኢትዮጵያ በጣም ብዙ በዓላቶች አሉ የሚከበሩ ከዚህ ጋር ተያይዘው ግን እንደ አጠቃላይ እኔ ዋነኛ ባዓል ከተባለ የገና ባዓል ውስጤ ነው በጣም ደስ ይለኛል በቃ። እኔ እንግዲህ ካሉት ባአሎች የሚመቸኝ በቃ እሱ ነው እንግዲህ እንደ ልዩ በዓል አርጊ የማከብረው አሁን አልፏል እንዲሁ በቅርቡ ነው ያለፈው እንዲያዉም። ታህሳስ ሃያ ዘጠኝ እንደ ኢትዮጵያ አቆጣጠር ይከበራልኝ። አሁን አልፏል የገና በዓሉን በጣም እመርጠዋለሁ ደስ የሚለኝም በዓል ነው

በምን ሰዓት ትነሳለህ? ያው እንግዲህ በምን ሰዓት ትነሳለህ የሚለው ጥያቄ አብዛኛው ከጠዋት ጋር የተያያዘ ነው። ከእንቅልፍ ሰዓት በኋላ ነው። እንግዲህ ጠዋት ላይ ልክ ተኝተን እንደ አደርን። ያው እንግዲህ ጠዋት አስር ሁለት ሳልሆን ነው የምንወስደው እኔ ከአስራ ሁለት ሰዓት ሊቀድም ይችላል አስራ አንድ ሰዓት ተኩል ምናምን አካባቢ እነሳለሁ። ይኸው መጸዳጫ ቤት እንሄዳለን ከዚያ በኋላ ጸሎት እናደርሳለን ያው ቁርስ ይበላል ጾም ካልሆነ ቁርስ ይበላል ጾም ከሆነ ያው ይታለፋል። ከዚህ በኋላ ወደ ስራችን ማታ ለበሳት ትነሳለህ ለሚለው እንግዲህ? አስራ አንድ ተኩል እስከ አስራ ሁለት ሰዓት ተኩል ባለው ውስጥ እነሳለሁ። እንግዲህ ማታ እንዳመሸውበት አይነት ይለያያል ሁኔታ ይለያያል። ማታ ስራ ካለ በጣም ካመሽሁ እንግዲ ላመሽ እችላለሁ። ቶሎ ከተኛው ደሞ ሁለት ሰዓት ሶስት ሰዓት ላይ ከተኛው እንግዲህ ቀደም ብዬ የእንቅልፍ ሰዓት በቂ ስለሚወን ቶሎ ቀደም ብዬ እነሳለሁ ወደምፈልገው ስራዎች እሄዳለሁ ብዬ ነው። እንግዲህ እማስበው እኔ እና አብዛኛውን ከ አስራንድ አንድ ተኩል እስከ አስራ ሁለት ሰዓት ተኩል ከ አስራንድ አንድ ተኩል ከአስራ ሁለት ሰዓት ተኩል ባለው ነው ምነሳ

ለምን ያህል ጊዜ በዚህ ስራ ሰርተሃል የሚለው እንግዲህ? በዚህ ፕላትፎርም እንግዲህ የሰራሁት ያው ለመጀመሪያ ጊዜ ፕላትፎርሙን እናመሰግናለን። ይሄ ፕላትፎርም እንግዲህ የምሰራው መጀመሪያ እኔ ለመጀመሪያ ጊዜ ነው እዚህ ጋር ገብቼ የምሰራው። እሱም እንግዲህ ሰው ጋብዞኝ ነው እዚህ ጋር ስራ አለ እስኪ እንግዲህ ስራ ብሎ በጋበዘኝ። መሰረት ነው የምሰራው እንግዲህ ያው እንግዲህ የተለያዩ በጣም ብዙ ርዕሶች አሉ የምንወያይባቸው በዚሁ ገጠመኝ እንግዲህ እኛ ያልዳሰስናቸው ነገሮችም አሉ ደስ የሚል ርዕስ አለ። አጠቃላይ እንግዲህ የአማርኛ ቋንቋችሁ እስከሆነ ድረስ የምትጠይቁንን ነገር እንግዲህ የቻልነውን ያህል ምላሽ እየሰጠን ነው ያለነው። እና እንግዲህ በዚህ ለምን ያህል ጊዜ ሰርተሃል የሚለው? ለምን ያህል ጊዜ በዚህ ሰርተሃል የሚለውን ስራ ሰርተሃል የሚለውን? አሁን መጀመሪያ ጊዜ ነው እንግዲህ ስራ እየሰራሁት ያለው። ቀጣይም እንግዲህ ፕላትፎርሙ ስራው አብሮ የሚቆይ ከሆነ ፕላትፎርሙ የሆነ ቆይታ ካለው የቆይታ ጊዜ ካለውም አብረን እንቀጥላለን እንሰራለን እንግዲህ እናንተም እያያችሁ። እንግዲህ ያው ማሻሻል ያለብን እያሻሻልን ፕላትፎርም ምን እንደሚፈልግ ታሳውቁናላችሁ። ከዚህ ቀጥሎ እናንተ ጋር አብሮ በአጋርነት እንሰራለን ማለት ነው

የምትወደው ፊልም ምንድነው? ያው እንግዲህ ፊልም ሲባል እንግዲህ የተለያዩ ሀገሮች እንግዲህ የራሳቸውን መገለጫ ፊልም ይሰራሉ አብዛኛው ግን በዚያም ሄድን በዚያም ሄድን ያው የፊቅር ፊልም ነው የሚሆነው። የምትወደው ፊልም ምንድነው? የሚለው እንግዲህ የምትለው እንግዲህ የአማርኛ ፊልም ነው እንዴ የተወለድኩበት ያደጉበት ሀገር ቋንቋ ስለሆነ የአማርኛ ፊልም እወዳለሁ በጣም በጣም እወዳለሁ። እንግዲህ የተለያየ ፍቅር ፊልም ይሰራሉ። ታሪካዊ ፊልሙ ይሰራሉ። የተለያዩ ወቅታዊ የጠበቀ ፊልሙ ይሰራሉ። የተለያዩ ድርጅቶች ዶክመንተሪ ስራዎች ፊልሞች ይሰራሉ እና ሁሉም ነገር እንግዲህ አስተማሪ ነው የሆነ ነገር ለማስተማር ትብሎ የሚታሰበው። ከዛ አልፎ ደግሞ እንግዲህ የውጪ ፊልሞችን አሉ በእንግሊዘኛ የተሰሩ ፊልሞች እነሱንም እሰራለሁ። እንግዲህ በህንድ ፊልሞች ምናምን እነሱንም እንግዲህ እናያለን ደስ ይለኛል። እኔ የተልርያዩ የተሰሩ ፊልሞችንም አያለሁ ደስ ይላልኝ። በተለይ አማርኛን ግን እንግዲህ በጣም የምወደው ፌም ነው ብዬ ነው የማውቀው። የማውቀው እኔ የተለያዩ ድርጅቶች ዶክመንተር ስራዎች ፊልሞች ይሰራሉ እና ሁሉም ነገር እንግዲህ አስተማሪ ነው የሆነ ነገር ለማስማት አልታሰብም። ከዛ አልፎ ደግሞ እንግዲህ የውጪ ፊልሞችን አሉ በእንግሊዘኛ የተሰሩ ፊልሞች እሰራለሁ እንግዲህ በህንድ ፊልሞች ምናምን እነሱንም እንግዲህ

ማዕድን ትጠቀማለህ? ማዕድን እንግዲህ ማለት ከከርሰ ከምድር ውስጥ ወይም ከከርሰ ምድር የተለያዩ ነገሮች የሚወጡበት እንደ ወርቅ እንደ አልማዝ እንደ ጨዋ የተለያዩ ነገሮች እንግዲህ የሚወጡበት ነው። ነዳጅ ምናምን እንግዲህ በዚህ በኩል ሀገራችን በጣም ብዙ የታመቀ ሀይል አላት። ግን ያው እንግዲህ የተማረ ሰው ሀይል ትንሽ መሳሪያውም የተማረውም ብቻ ሳይሆን መሳሪያውም እስከሌለ ድረስ ማውጣት አልቻልንም። በአንዳንድ አካባቢዎች እንግዲህ ወርቅ ፍለጋዎች አሉ። ወርቅ በትንሽም ቢሆን ያወጣሉ በተለያዩ ነገሮች ይጠቀማሉ። እንደኛ አካባቢ እንግዲህ ወርቅ ማዕድን በተለይ የለም። ያው እንግዲህ ይኑር አይኑር አናውቅም እየመረመርን ነው ያለነው ግን አንዳንድ ቦታዎች አሉ በጓደኞቼ ጋር በምሰራ በምሰማው መረጃ እነሱ ያወጣሉ። ከእኛ ጋር እንግዲህ ማዕድን ምንም አይነት የምንጠቀም ጉዳይ የለንም የምናወጣውም የለንም። ያው እንግዲህ የተመረቱትን መጠቀም ነው ቀጥታ በብራችን ገዝተን። እና ማዕድን ትጠቀማለህ የሚለውን እንግዲህ አልጠቀምም እኔ ያው ማውጣትም አልችልም። እንግዲህ መጠቀም አልጠቀምም እንግዲህ የተሰሩትን ነገሮች በብር ገዝተን መጠቀም ነው ያለው ሁኔታ ከኛ ጋር ማለት

በፋህም ማብሰል ታውቃለህ? አዎ እንግዲህ ፋህማ ማለት እንግዲህ ያው ፍም ከሚለው ጋር ሲያያዝ ያው እንድ ቃሉ ነው የሚያሳየው። ያው እንግዲህ እሳት ጋር ተያያዘ ነገር ነው። ምግብ ለማብሰል የምንጠቀምበት ነገር ነው እንግዲህ ፋሃም ማለት እንግዲህ ሰዓት ከነደደ በኋላ የሆነ የሚፈን ነገር አለው የሚፈግ ነገር አለው። እና በጣም ነው የሚያቃጥለው ያው በተለይ እንጨቶች ከሆኑ ነደው ነደው ሲያልቁ የሆነ ፍም ነገር አላቸው። እና ከዛ ጋር እንግዲህ የተለያዩ ምግቦች እና እናበስላለን እሱን እንዲመጣ ወሳኝ ነው ጭስ የለውም ምን የለው በተለይ ቤት ውስጥ ለመጠቀም በጣም ጠቃሚ ነውና የተለያዩ ምግቦችን ሻይ ለማብሰል ወይም ለማፍላት ምግብ ለማብሰል የተለያይ ወጦችን ለመስራት ስቶቭ በጣም ይጠቅማልኝ እና እሱ በጣም ደስ ይላል እሱ ጋር ተያያዙ እንግዲህ በሱ አብዛኛው ሰዓት የምናበስለው እንዲውም በሱነው ያው ካለን አለን ከሌለን እንገዛለን ከሰል የሚያመርቱ ሰዎች አሉና እንጨቱን ተጠቅመው መጨረሻ ላይ እኔ ክሰሎችን አክስለው ማለት እንግዲህ የእንጨት ውጤት መጨረሻ ላይ ሳይበላ ይቀራል ሙሉ ሙሉ አይበላም የሆነም የሚቀር አለ ያንን በደንብ በውሃ አጥፍተው አውጥተው እሷ ጋር ለመስራት በጣም ምቹ ነው እና በጣም ተጠቃሚም በጣም ብዙ

ስነጥበብ ትወዳለህ? አዎ ስነጥበብ እንግዲህ የተለያዩ ጥበብ ያላቸው ሰዎች የሚስሉትን የተለያዩ ዲዛይኖችን፥ የተለያዩ ዲዛይን ያላችሁ ነገሮችን ታሪክን፥ ቅርስን፥ ባህልን ፥ወግን ፥ባህልን አጠቃላይ አንድን አካባቢ ድሮ ሰዎችን ማስታወሻን የሚጠቀሙ ናቸው። ስነ ጥበብ ናቸው። እንግዲህ የተለያዩ ስራዎች መሳኝ ነው። እንግዲህ ያው እንግዲህ ትምህርቱ በተለያየ ተምሬ ክፍሎች ተመሬዋለሁ። እስካሁን ግን ስነ ጥበብ የሚለውን ነገር ግን ማስታወሻን የሚጠቀሙ ናቸው። ስነ ጥበብ ናቸው። እንግዲህ የተለያዩ ስራዎች መሳኝ ነው። እንግዲህ ያው እንግዲህ ትምህርቱ በተለያየ ተምሬ ክፍሎች ተመሬዋለሁ። እስካሁን ግን ስነ ጥበብ የሚለውን ነገር ግን ቢጠቀም ደስ ይለኛል። ግን እስካሁን ያለውን ነገር እንግዲህ እየሰሩትም አይደለም። ስነ ጥበ ብበጣም ጠቃሚ ነበረ። ከራስ አልፎ የተለያዩ ገቢዎች ምንጭ ያስገኛል። የተለያዩ ስዕሎችን እየሳልኩት ተለያዩ የተለያዩ ተቋማት የምትፈልጉትን ነገር ዲዛይን እየወጡ የምሰጣቸው ከዲዛይን ጋር የተያያዘ ስራ ስለሆነ በጣም እጅጉ አለኝ እንደው በጣም በአለም ተፈላጊ ነው። ያው ከዲዛይን ጋር የተያያዘ ስራ ስለሆነ በዚህ አጋጣሚ እንግዲህ እወደዋለሁ እንጂ ስራውን እየሰራሁት አይደለም ብዬ ነው የማስበው።

ከፀአይ እንዴት ትጠበቃለህ? ያው እንግዲህ ከፀሀይ መጠበቅ ማለት ነው እንግዲህ መከለል እንደማለት ነው። ከፀሀይ የሚያመልጥ የለም እንግዲህ ሁሉም ለሁሉም ስለምታበራ። እንግዲህ መጠበቅ ማለት እንግዲህ ፀሀይን መጋረድ በሆነ ነገር መጋረድ ነው። ለምሳሌ ቤታችን ውስጥ ሆነን ወይም ዛፍ ስራ ቁጭ ብለን በተለያዩ ጥላዎች መከለል ነው እንጂ እንግዲህ ከፀሀይ መጠበቅ ማለት። ያው እንዳያቃጥለን ሙቀት እንደይሰማን የተለያዩ ለባቶች እንዳያልበን ስራ ብምንሰራበትም ሆን በማንሰራበት ሰዓት እንዳያቃጥለን የተለያየን ጨረሯን መሸፈን በምንችልበት ሰዓት ላይ ተጠቀመን የተለያዩ ነገሮች ተጠቅመን መከለል እንችላለን። ለምሳሌ ቤት ውስጥ ቆይታ ቁጭ ብለን የቤት ስራዎች ውስጥ ያሉት ስራዎች መስራት እነሱን እጠብቃለሁ ከዛፎች ስር ጋር ቁጭ ማለት ነፋሻማ ቦታ ቁጭ ማለት ያው ፀሀይ ጨረር እንዳይጎዳን ማድረግ እንችላለን። በተጨማሪ ደግሞ እንግዲህ የተለያዩ ዘመናዊ ሰው ሰራሽ ነገሮች አሉ ለምሳሌ ኮፍያዎችን በማድረግ የተለያዩ የፀሀይ ጨረሮዎችን መከላከሎችን አልባሳት ሊሆን ይችላል። እነሱን በመጠቀም ይኸው መከላከል ይችላል ማለት ነው

የምትወደው ስፖርት ምንድነው? የምወደው ስፖርት እንግዲህ የአካል ብቃት እንቅስቃሴ ጋር የተያያዘ ነው ሊሆን ይችላል ሌላ ስፖርት ደግሞ አለ ስፖርት ውድድሮች አሉ። እንግዲህ ስፖርት ውድድር የምወደው ምንድነው? ከተባለ ያው እንግዲህ የእግር ኳስ ጨዋታ እና የሩጫ ውድድር ነው። እንግዲህ በብዛት እንደምታውቀው በተለይ የእግር ኳስ ጨዋቱ የእግር ኳሱ አለም በተለይ በጣም አሁን በጣም ሰፍቶ ያለበት ሁኔታ ነው። ራሱን የቻለ አንድ ስፖርት ውድድር እንግዲህ በጣም በአለም ላይ ካሉ ስራዎች እንግዲህ ገቢ ከማስገኛ አንፃር እንግዲህ እነሱ በጣም ትልልቅ ገቢ እንዳላቸው ነው። የምትታወቀው እንግዲህ በተለይ የውጭ ሀገራት ያሉ ስፖርቶች ክለቦች በጣም ትልልቅ ናቸው። ያው እንግዲህ በሀገር ውስጥም አሉ ያው ዝቅ ያሉ ቢሆኑ ከዛ ጋር እያይዞ ደግሞ እንግዲህ ሯጮች ሯጮች እንግዲህ ኢትዮጵያ ዝነኛዋን እንግዲህን በአለም የሚታወቀው ነው ያው እንግዲህ በማራቶም በተለይ በማራቶም በጣም ትታወቃለኝ። አርባ ሁለት ኪሎ ትርም ኪሎ ሜትር በመሮጥ ስንት ታውቃለኝ? እና እኔንም የምወደው የስፖርት የእግር ኳስ ጨዋታዎችን እና የሩጫ ጨዋታዎችን ስፖርቶችን በጣም ዘውትሬ እወዳቸዋለሁ እመለከታቸዋለሁ። ይኸው እንግዲህ ሁሌ የማያቸው ነገሮች ናቸው

ምግብህን ለሌሎች ማካፈል ትወዳለህ? አዎ እንግዲህ የመጀመሪያ ደረጃ የሰው ልጅ ያለውን ነገር ተካፍሎ የሚበላ ያለው ለሌለው ቢያካፍል ቢረዳዳ የአንዱ ችግር አንዱ ቢሸፍን መልካም አስተሳሰብ የሚኖረው በጣም እሱ ተቀዳሚ ነገር ነው። እንግዲህ ፈጣሪም የሁሉ ሰው ፈጣሪ ሆነ እንግዲህ አንድ አምላክ የሚወድ እሱን ነገር ነው። እንግዲህ ያለው ለሌላው ያካፍል ይላል ነኝ ያው ሰዎች እንግዲህ በተለያየ ምክንያት የብቸኝነት በማሰብ እኔ ብቻ ላድርገው እኔ ብቻ ልከበርበት የሚያስታስብ ያው አእምሮአቸውን ነጠቃለ እንጂ ያው እንግዲህ ባለው ነገር ቢሆን ደስ ይላል። እኔም እንግዲህ ያለኝን ነገር ባካፈልል ለሌለው ሰው ባካፈል ያለውን ነገር ለተቸገረ ሰው ባካፈል ያው የምረዳበት አጋጣሚ አለ ደስ ይለኛል እሱ እንግዲህ እሱን ደስ የሚያስደስት የለም። እንደውም በነገራችን ላይ እዚህ ጋር አያይዞ እኔ እንግዲህ የምሰራበት አለ። እና የሌሎች ምግብ የሌላቸውን ምግብ ማካፈል በሀሳብም ሆነ በጉልበት በገንዘብ ያለኝን ነገር ለሌላቸው ለተቸገሩ ሰዎች ማካፍልበት ሁኔታ አለ። እሱ ደግሞ ለአእምሮ ለ ለተለያዩ ለስጋም በቃ ለአእምሮ እርካታ ደስ ይላል የሚልበት ሁኔታ

ስለ ቤተሰብ ንገረኝ? ያው እንግዲህ ቤተሰብ ማለት እንግዲህ አንድ ራሱን የቻለ መሰረት ነው እንግዲህ የኑሮ መሰረት ነው አብሮ በጋራ የመኖር በፍቅር የመተሰሳሰብ ኑሮ የመረዳዳት ኑሮ ነው። አንዱ ለአንዱ የሚረዳዳበት ያለበት ነው። እንግዲህ እኔ ለእሷ እሷ ለኔ የምንኖርበት ነው በዚህ ላይ ልጆች አሉ እንግዲህ አብረን ልጅ የምናሳድግበት በሀብት በንብረት በጋራ በፍቅር የምድግበት ነው። ይሄን ነው እዚያም አልፎ ደግሞ የሚል ሰዎች አሉ እናት አባት ያሉ ነው እሱ ደግሞ እንግዲህ ጽድቅ ሳር እስከዚህ ሰዓት አቅፎ ደግፎ በሰላም በፍቅር ነው። የጎደለኝን ነገር ሞልተው ጤናዬን ተንከባክበው ከተለያዩ ነገሮችን ተጠንቅቀው አሳድገውኛልና እንግዲህ ቤተሰቦቼ እንግዲህ በጣም ነው የምወዳቸው። እናም የማከብራቸው። ቢያቅተኝ ቢያቅተኝ እንኳን በሁሉም ነገር ቢያቅተኝ እንኳን በሀሳብና በጉልበት እረዳችዋለሁ በገንዘብ እንኳን ባልበቃም ያው እንግዲህ እሱ ደስ የሚል ነገር ነው። እንግዲህ እንደ አጠቃላይ እንደኔ አይነት ሰው ደግሞ እንግዲህ ያው ሚስት አለች እኔ አለው ሌላ ልጆችም አሉ እነሱ መንከባከብ አብረው በፍቅር መኖር በአንድ መኖር የጋራ መረዳዳት ህይወት ነው። እንግዲህ አብሮ ቤተሰብ ማለት

ዶሮ አለህ? ዶሮ የለኝም ያው መብላት ነው የምፈለገው እንጂ ዶሮ የለኝም። በዚህ ሰዓት እንግዲህ ያው ቤተሰብ ላይ አለ ገጠር ላይ አለ ሰሄድ ምናምን አያቸዋለሁ እመግባለሁ። እንግዲህ ስጋዎችን ጣፋጭነታቸው እያሉ እንግዲህ በጣም ዶሮ ወጥ በጣም እወዳለሁ። እኔም ግድሽ ዶሮ ወጥነት ጣፋጭነት እንግዲህ ከምንም በላይ ይፈለጋል። እና በተለይ ለባዕል መግቢያ እና ለይ በዓል ላይ ሲሆን በእለት እለት የሚበላው ምንድን ነው? ዶሮውን ዶሮ እስከ እንቁላሉ ብንድንብ ይበላል ከዛ ወደ ስጋዎች እንቀጥላለን። እና ዶሮ በጣም ጠቃሚ ነህ ሀብት ናት። እንግዲህ ለጊዜው ግን የለኝም። ያው ከተማ ላይ ስለሆንኩ አብዛኛውን ጊዜ ዶሮ ከተማ ላይ አይረባም። ያወራሱችሎ ጎረቤት ካልሆነ በየግለሰብ ቤት ያን ያህል የሚያረባው የለም። ለኔ ጊዜውየለኝም ሲያምረኝ ግን እየገዛው ምናምን እንደፈለጉ መብላት እችላለሁ ማለት ነው

ብዙ ሰነዶች ታዘጋጃለህ እንግዲህ ብዙ ሰነዶች ታዘጋጃለህ የሚለው እንግዲህ የተለያዩ ሰነዶች ይኖራሉ። አብዛኛዉን የማዘጋጀው ግን ከትምህርት ጋር የተያያዙና ለስራ አንዳንድ በመስመር ላይ ያሉ ስራዎች ናቸው ሌሎችን ላላዘጋጅ ይችላሉ። እና ደግሞ የምርት ጋር ተያያዙ ነገሮችን እነሱን የሚያስፈልጉትን የወጪና የገቢ የተለያዩ ውጤቶች እንቅዶችን እሱን አዘጋጃለሁ እንደ አጠቃላይ እንግዲህ የሚያስፈልጉኝ ለስራ እንደ ግል የሚያስፈልጉኝን ቀን በቀን የሚሰራቸው ስራዎች ጋር ተያይዘው የተለያዩ ሰነዶችን አዘጋጃለሁ። ሰነዶች ደግሞ በጣም ጠቃሚ ናቸው። ያው በምንፈልግበት ሰዓት እየወጣሁ ያለው ወጪ እናገኝ አጠቃላይ ለማወቅ በጣም ይረዳሉ እንግዲህ። ገቢ ካለው ይጨመራል የሚቀንስ ነገር ካለ ደግሞ ያን እያጠፉ መሄድ ነው። እና ምሳሌ ውጭ አይደለም የሚለውም አሉ እንግዲህ። የአንዳንዱ የሰራዎች ስራዎች እያንዳንዱ የስራ ዘርፍ እንግዲህ የራሳቸውን የቻሉ ሰነዶች አሉ እሱን አዘጋጅቼ እጠብቃለሁ ማለት ነው። ወጪና ገቢውን በኋላ ደግሞ እገመግማለሁ

በልጅነትህ የምትወደው ጨዋታ ምን ነበር? በልጅነቴ የምወደው በጣም የምወደው ጨዋታ ድብብቆሽ ነበር። እንግዲህ ድብብቆሽ ማለት እንግዲህ አንድ ሰው ይሸፈናል አይኑን ይጋረዳል። የሆነ ቦታ ይደበቃል ሌሎች እንግዲህ ሌሎች ጓደኞቹ እንግዲህ አንድ ሁለት ሶስትም አራት ሊሆኑ ይችላሉ ብዙ ናቸው እንደበቃለን። ከዚያ በኋላ እንግዲህ እሱ መፈለግ ይጀምራል ይኸው እንግዲ እኛ ለመደበቅ ነው የምንሞክረው። ካገኘን ግን የሆነ ቅጣት ይቀጣናል እሱ ይዘንና ከያዘንና አይቶም ከያዘንና ነው እንግዲህ አባሮ ምናምን ከያዘና የሆነ ቅጣት የሚፈልገውን ቅጣት ያዘናል። ለምሳሌ እንድን እሱን ተሸክመነው እንድሄድ ይፈልጋል የሆነ ነገር እንድናደርገው ይፈልጋል ይሄን ቅጣት አለው። እሱ ጋር የማስታውሰው እንግዲህ በልጅነቴ የምወደው ጨዋታ እሱ ነው ደስ የሚል ጨዋታ ነበር። ያው እንግዲ ለብዙ ጊዜ የተጫወትነው ከጓደኞቼ ጋር እሱ ነው ሌሎች ጨዋታዎችም ይኖራሉ በዋናነት ግን እሱን ነበር የምንጫዋተው

ለበጎ አድራጎት ሰርተህ ታውቃለህ አዎ እንግዲህ በተደጋጋሚ በጎ አድራጎት አንደኛ በገጠር አካባቢ ራሱን የቻለ በጎ አድራጎት ማህበር አለን። ከተለያዩ ባዓላት ጋር ተያይዞ የምንሰራው ስራዎች በጣም ሰፊ ስራዎች አሉ ለምሳሌ አካባቢ ማጽዳት መንገድ መጥረግ ምናምን ሽማግሌዎች መርዳት የተለያዩ ቤቶች መጠገን የሽማግሌዎችን የአረጋዉያንን ቤት መጠገን። ሌሎችም ስራዎችም አሉ እንግዲህ በሀሳብም በሀዘንም የተወጎዳ ሰው ካለ በገንዘብ የተጎዳ ሰው ካለ ከማህበሩ ተወጣቶ የሚሰጠው ነገር አለ። ከዚህ ቀጥሎ ደግሞ እንግዲህ የተለያዩ የጤናዎች ጋር የሚካሄድ ዘመቻም አለው ከእሱ ጋር ደግሞ የምንሰራው ስራ አለኝ። እንግዲህ ከጤናዎች ጋር ደግሞ የተለያዩ ዘመቻዎች አሉ መድኃኒቶች አነሱ ጋር ደግሞ አብሬ እየተሳተፍኩ እነሱም ያሚያዙኝን አብሬ በተማርኩት መንገድ። ያው ማድረግ ያለብኝን በጎ አድራጎት እሰራለሁ ያው እንግዲ ለማህበረሰብም ለአጠቃላይ ለህፃናት ማገልገል ስለሆነ እንዳገርም ደስ የሚል ኩራት ነው ብዬ አምናለሁ

የምትወደው ቁጥር ስንት ነው? ሰባት ቁጥር ሰባት ቁጥርን በጣም እወደዋለሁ እኔ ደስ እሚለኝ ነው። ያው እንግዲህ የራሴ የራሱን የቻለ ሚስጥር ይኖረዋል የሰባት ቁጥር እንግዲህ የሰባት ቁጥር ደግሞ እምወድበት የራሱ ምክንያት አለኝ ያው ምክንያቱን እንገዲ ለግሌ ሊሆን ይችላል። ሰባት ቁጥር ከምንም በላይ እምወደውና እምወደው ቢሆን ሰባት ቁጥር ነው አንደኛ ከሃይማኖት ጋር ይገናኛል በዚያ እወደዋለሁ እንግዲህ ሰፊ ሚስጥር እንዲያውም እሱ ነው። ሰባት ቁጥር ማለት ለኔ በጣም እኔ እንጃ ከምንም በላይ የተለየ ከሌሎች ካሉት ቁጥሮች በጣም እምወደው ሰባት ቁጥር ነው። ከዛም ቀጥሎ እምወደው ቁጥር አለ ሃያ አንድ ቁጥርም አለች ከዛ ቀጥሎ እወዳለሁ ሃያ አንድ ቁጥርም እወዳዋለሁ። ከሱም ሌሎች ይኖራሉ ግን በዋናነት እምወደው ሰባት ቁጥርን ከምንም በላይ ከምንም በላይ እወደዋለሁ ደስ ይለኛል። የተለያዩ የግል ቅድም እንደ ከዚህ በፊት እንደወራሁት የተለያዩ ሚስጥሮችን ይኖሩታል እና ሰባት ቁጥርን በጣም እማፈቅረው ሁኔታ ነው ያለ ማለት ነው። እወደዋለሁ ፍጹም እወደዋለሁ

ኢሜል ትጠቀማለህ አዎ በሚገባ ነው የምጠቀመው ኢሜል ቤት ሰዓት መጠቀም የለም ብዬ ምን አለው እንግዲህ ይኸው ሁሉም ስማርት ፎን ያለው ሰው እንግዲህ ኢሜል ይጠቀማልኝ ብዬ አምናለሁ። ይኸው እንግዲህ ስመርት አፎን በጣም ወሳኝ ነውና ከእሱ ቀጥሎ እንግዲህ ያው የሚል በጣም አስፈላጊ ነው። እንግዲህ በዛ ልክ ነው የሚል በጣም በጣም ጠቃሚ መረጃ እንደሆነ አውቃለሁ ተለይ መረጃችን የምናስቀምጥበት ነው ተለያዩ ስራዎች የምናሰቀምጥበት ነው። እስካሁን ቀጥሎ እንግዲህ የሚላችን የግላችን መረጃ ነው እንደ አጠቃላይ መረጃ እናስቀምጥበታለን። ተለያዩ ሁኔታዎች ይዘን ያው ኢሚል እንግዲህ ከተለያዩ ሰዎች ጋር መልእክት የምንላላክበት ስራ የምንሰራበት ልዩ አካውንታችሁ እስከሆነ ድረስ እሱን የይለፍ ቃላችን በጥንቃቄ መያዝ አለብን። ለማን ማጋራት የለብንም። ከሱ በተጨማሪ ደግሞ ሌሎች የተለያየ የተለያየ መንገዶችን መጠቀም አለብን እኔ

የስራ ጊዜዎ እንዴት ነው? የስራ ጊዜዎ እንግዲህ ያው እንግዲህ የስራ ራሱን የቻለ ጊዜ መደብ አለው እና ሰአቱን የምሰራበትን ቀን ላይ ማታ ላይ ስንት ሰዓት እንደምሰራ ምናምን እሱ ሁሉ አለ። ይኸው ደስ የሚለው ሁኔታ እንግዲህ ጊዜ ስራ ማለት መድቤ የምንሰራው። እንግዲህ ፕሮግራም አቅድ ካለ የጊዜ መደብ ካለ እሱ ጋር ጥሩ አይነት ስሜት አለው እንግዲህ ስራን በአግባቡ መስራት ሳንጨናነቅ ሳንል እራሱን የቻለ እቅድ ካለ አለ። በቃ እያንዳንዱን የምንሰራበት ጊዜ እስካላለ አንጨነቅም። ዝም ብሎ እንዲሁ ከሆነ ግን ያው ትንሽ ያው አንዱ ሳንሰራው አንዱ የሚደርስበት አጋጣሚ አለና ከዛ ጋር አያይዞ ትንሽ የመጨናነቅ ባህሪ ይኖረዋል። እና ስራዬን በአግባቡ ስራ መድቤ ምናምን ስለምሰራው ያንን ያህል አልጨናነቅም ደስ ብሎኝ ነው የምሰራው። እንግዲህ እና በስራዬም ደስተኛ ነኝ። ቀጣይም ደግሞ አሪፍ የሆነ ደስታ ጊዜ ይኖረኛል። አስባለሁ

በፍጥነት መተየብ ትችላለህ? ለሚለው እንግዲህ መተየብ ማለት እንግዲህ ይኸው ትንቢያ ጋር ሊያያዝ ቃሉ እንግዲህ መተየብ ትንሽ ይከብዳል ትምቢያ ነገር ሊሆንም ላይሆንም የሚችል ነገር ነው እና እሱ ጋር ትንሽ ይከብደኛል፤ ያው ሰው የሚታየው ነገር መውራት ይችላል ያው አደርገዋለሁ ብሎም ሊሆን ይችላል ግን ሁሉን ነገር ፍጥነት ደግሞ ሲሆን ትንሽ ገዳ ፍጥነት መቀነስ አለበት ያው የተመጣጣ ነው ፍጥነት መሆን አለበት ምክንያቱም አንድ ነገር በፍጥነት ቶሎ አይገኝም በመዘገየትም ያን ያህል እንትን ውጤቱ በጣም የዘገየ ነው የሚሆነው ግን መካከለኛ አለ ረጋ ብለህ የሚሰራ ስራ ያው የተለያየ ውጤት ይኖሮዋል ቢየአስባለሁ ጥሩ ውጤት ኖሮ አያስባለሁ እናመተብ ትችላለት የሚለውም ያው ፍጥነት የለኝም ቢየ ነው እማስበው

አቧራ ችግር ይፈጥርብሃል? አዎ አቧራ እንግዲህ አለ በተለይ እንግዲህ ሀገራችን ኢትዮጵያ ትንሽ በማደግ ላይ ያለች ስለሆነች አብዛኛው ቦታ አቧራ አለ በጣም አቧራ አለ። ያው ቤት ጋር ሳይቀር ራሱ ሚገርም ይገባል በቃ ቤት ጋር ይገባል የተለያዩ ምጣፎችን ያቆሽሻል የተለያዩ እቃዎችን በዚህ አቧራ ብናኝ አለና እነሱን ማጠብ መወልወል ያስፈልጋል። እና ያው ብዛት ብዛት አቧራአለ ማለት አይደለም። ከተማ ላይ ገጠር ላይ ግን በጣም አቧራአለ ገጠር ላይ ማሳዎች ምናምኖች አሉ መሬቱ ስላሉ አቧራ ምናምን ይነሳልኝ እሱ ጋር ተያይዞ ማለት ነው። እንግዲህ አቧራ ትንሽ ያስቸግራል አዎ እንግዲህ ያስቸግራልኝ አለኝ ያው በሰው ልጅ ላይ የሚወላ አለኝ እንዴ ይላል አለኝ። ያው እንግዲህ ሁሉም መሬቱ መሬት እስካለ ድረስ እንግዲህ ለም አፈር እስካለ ድረስ አቧራለሁና አቧራሽ እንግዲህ ችግር ይፈጥራል። አዎ በቤት በታለል በቤቱም ይገባሉ እንግዲህ እነሱን ማጽዳት ነው። በግብርና ላይ አንዱን ያቧራና ገበሬም ግዴታ ስንል አርሶ አደራ አንድ ስለሆነ እሱ ችግር የለውም ግዴታ የተለመደ ነገር

የምትወደው እንስሳ ምንድነው? የምወደው እንስሳ እንግዲህ የቤት እንስሳት ሆኖ ከቤት እንስሳትም እንግዲህ በግና ላም የምወደው ይኸውልህ ላም እንግዲህ ወተት ስለምትሰጠኝ ነው። ወልዳም የእርሻ በሬ ስለምታደርስ ነው። በግ ደግሞ እንግዲህ ስጋው በጣም ደስ ይላል እንግዲህ ስጋ በተለያዩ ባዓላት ቀኖች እያረድን እንመገባለን እንበላለን። እና ደስ የሚል ሁኔታ ነው ያለበት እንግዲህ በግሌ በጣም እወዳለሁ። እኔ ባዓል ባዓል ሲሆን እናርዳለን ስለምናረባ ይኸው እያረደን እንበላለን። ይኸው እንግዲ ባዓል እናከብራለን ማለት ነው። ደስ የሚል ሁኔታ ከቤተሰብ ጋር ከዚያ ጋር ተጠራርተን ሁሉን እናከብራለን ደስ የሚል ሁኔታ ነው ያለው

በእንጨት እሳት ማብሰል ታውቃለህ? አዎ በደንብ ነው የማውቀው። ያው እንጨት እንግዲህ ኢትዮጵያ ላይ አብዛኛው አርሶ አደር የሚጣቀመው እንጨት ስለሆነ ድረስ ያው እንግዲህ ሰማንያ አምስት ፐርሰንቱ እንጨት ነው። እንጨት በጣም አብዝተን እንወዳለን እንጠቀማለን። አብዛኞቹ ምግቦቻችን እንግዲህ በእጨት የበሰሉ ናቸው። እንጨት እንጠቀማለን የተለያዩ ነገሮች እንግዲህ በጣም በስፋት የምንጠቀመው እንጨትን ነው። እንጨት እንግዲህ የእንጨት ጥቅም እንግዲህ በጣም እጅግ በጣም ብዙ ነው እንግዲህ የሚባለው ያው ሰማንያ ዘጠና ፐርሰንት የምንጠቀመው እንጨት ናቸው። ለቤትም ለምግብም እንጠቃላይ ምንጠቀው ለማገዶም ያው የተለያዩ መብራቶችን ለመጠቀም አብዛኛው እንጨት የምንጠቀመው እንጨት እንግዲህ የኢትዮጵያ እንጨት በጣም እጅግ በጣም ብዙ ናቸው። የተለያዩ ለአልጋ ለወንበር የምንጠቀመው ሁሉ ነገር እንግዲህ የእንጨት ውጤቶች ናቸው። እንጨት እንግዲህ በጣም ደስ የሚል ነገር ነው ያለው። እና እንጨት ማብሰልም በጣም እወዳለሁ። ያው ሁሌም ማበስልም በዚያ ነው።

የቴክኖሎጂ ችግር ሲያጋጥምህ ምን ታደርጋለህ? የቴክኖሎጂ ችግር ሲገጥመኝ እንግዲህ የመጀመሪያ ጊዜ የሆነ ስራ ስሰራ ችግር ቢያጋጥመኝ የሲስተም አቆራርጥ የተለያዩ ነገር ሲያጋጥመኝ እንግዲህ ሰርች አድርጌ የተለያዩ ነገሮችን ፈልጌ እንግዲህ ለመመለ ለመቀረፍ ነው መሞከርነው እንግዲህ ስራዬን እንዲያስተጓጉልብኝ ወይም እንዳስቀርብኝ ትላዩ ነገሮችን ለመፍታት መሞከር ነው። ቃቅሜ በሌላ ከሆነ ደግሞ እንግዲህ ከእኔ በሌላ ትንሽ ደግሞ የሚያውቁ ሰዎች ስለሚኖሩ እነሱን ጠይቄ ያለውን ነገር ችግር ፈትቼ ስራዬን መቀጠል የሚሆነው። መጀመሪያው ደረጃ እንግዲህ ያው ችግር ለማወቅ እሞክራለሁ ችግሩን አውቄ ደግሞ መፍትሄውን መፈለግ የተለያዩ መረጃ ቅርብ መረጃዎች አቀባዮች አሉ። እሱን ፈልጌ ለመፍታት መሞከር ካልተቻለ ደግሞ እንግዲህ ከፍ ወዳሉ ነገሮች ጓደኞች ደግሞ ሌሎች ሰዎችንም ተጠይቄ ያው የችግሩን አስረድቼ መፍትሄ ሰጠሁኝ ወደሚቀጥለው ስራ እንዲሄድ ማድረግ ነው። እንግዲህ ያለው አመራጭ እንደዚያ ነው

የዝናብ ውሃ ትሰበስባለህ? የዝናብ ውሃ እንግዲህ ያው ብዙም አልሰበስብም። የምሰበስብበትም ሰዓት ይኖራል የማልሰበስብበትም ሰዓት ይኖራል። ለምሳሌ የውሃ ዝናብ የዝናብ ውሃ ቢሰበሰብ ለተለያዩ መስኖ ልማቶች ይሆናል። ለበጋ ላይ ምናምን በትልቅዬ ማጠራቀሚያ ከተጠራቀሙ ይሆና በሰፊው ቦታ አጠራቅመው ይኖራሉ። ሌሎች ደግሞ ትንንሽ ተጠራቅመው ትጠራቅመው ደግሞ ተለያዩ እና ጥቅማች የምንጠቀምባችሁ ይሆናል። ለምሳሌ አታክልት ለዚያ ለዚያ ልንጠቅም እንችላለን። ግን ያው ሆኖ ለምሳሌ እንደኛ የዝናብ ውሃ በአካባቢ ወንዝ እስካለ ድረስ ያው የምንጠቀመው የውሃ ስላለ። ያን ያህል የዝናብ ውሃ ለመሳሰብ ፍላጎት የለነ። ያው ክረምት ላይ እንጠቀማለን በጋ ላይ የወንዞች ስላሉ ችግር የለብንም ያንን ለመጠቀም ማለት ነው

ጠዋት ምን ትበላለህ? ጠዋት እንግዲህ በብዛት የምትጠቀመው ዳቦ ነው እንግዲህ ዳቦ ፍቅር አለኝ ብያለሁ። እንግዲህ ግቢ ላይ የተማርኩት የዩኒቨርሲቲ ላይ የተማርኩት እንግዲህ የዳቦ ፍቅር ነው በብዛት ቁርስ የምንጠቀመው ዳቦ ነው ቀደም እበላ ነበር ከዚያ በፊትም። ዳቦ ካለ ዳቦ እንግዲህ ከሌለ ያው ደግሞ እንጀራ ቋሚ ምግባችን እንጀራ ነውና ያው እንግዲህ። እና እንደ አጠቃላይ ያው እንግዲህ ዳቦ ምግብ በጣም ወሳኝ ነው ደስ ይለኛል እንደኔ ማለት ነው። ያው እንግዲህ ዳቦን የምንገባው ጾም ከሆነ ያው ይዘልላል ጠዋት ላይ። እናልፈዋለን ያው ጾም ካልሆነ ግን ዳቦ እንበላለን እሱ እበላለሁ ከዛ ቀጥዬ ደግሞ ምሳ ላይ ደግሞ ተለያዩ ነገሮችን እበላለሁ እና ዳቦ ፍቅር በጣም አለኝ። ሌሎችም ሩዝ ምናምን ካገኘው እበላለሁ። ሌሎችም መኮረኒካ ፓስታ አሉ ግን ዳቦ በጣም ወሳኝ ምግብ ነው እወደዋል

አመራር ሚና አለህ የአመራር ሚና እንግዲህ በአሁን ላይ ይሄን እንግዲህ የራሴን ስራ ስለማስተዳደር የአመራራዊነት ሜና የለኝም። አመራር እንግዲህ ራሱን የቻለ በአንድ ተቁአም የሚመራ ሀላፊነት የሚወስድ ሀላፊነት ወስዶ ለዚህ አስራ ተጠያቂነት ወስዶ የሚያሰራ ሌሎችን በበታች አድርጎ የሚቆጣጠር ነው። እና እንግዲህ በጣም በብዙ እውቀት የዳበረ ልምድ ያለው መሆን አለበት በዚያ በኩል እንግዲህ እኔ አመራርነት የለኝም ሚና የለኝም። የራሴን ስራ የምሰራው በትንሽ ብትሆንም እንግዲህ የራሴን ቤተሰብ ግን እመራለሁ በደንብ አድርጌ ቤተሰቦቼን ስራዎቼን አስተዳድራለሁ ብዬ ነው ማምነው። እንደ ከፍተኛ ተቋማት ግን እንደ ትልልቅ ተቋማት እንደ ግልም እንደ መንግስትም ራሱን የቻለ የአመራራዊነት ሚና ሁሉ ነገር ያለኝ ወይም የለኝም ብዬ ነው የማምነው የለኝም። ለወደፊት ሊኖረኝ ይችላል አይታወቅም እስካሁን ባለው ግን ሁኔታ የለኝም

ከቤት ስራ ምን ያህል ይርቃል? ያው እንግዲህ የቤት ስራ ከቤት ጋር ስራ ምን ያህል ይርቃል የሚለው ያው እንግዲህ የገጠሩ ስራ ትንሽ ራቅ ይላል። ቢያንስ አንድ አስር ኪሎ ሜትር ይርቃልኝ። እዚያ ነው እየሄድኩኝ ልማቱን ፍራፍሬዎችን ማለማው፤ ያው መንገድ አለው። ሳገኝም ታክሲ አለ ከሌለ መኪና ትራንስፖርት አለ። ከሌለም ደግሞ የእንግዲህ በእግር መሄድ ነው አማራጩ ከዛ ውጭ ግን የዚህ በመስመር ላይ ስራ የመስመር ላይ ስራዎችን የመድረክ ላይ ስራዎችን ምስራቸው ገና ያው ከቤት እየ ቁጭ ስለሆነ ችግር የለውም። ሌሎች ደግሞ እንግዲህ ገበያዎች ምናምኖችም አሁንም አብዛኛው ገበያ የምውለው እንግዲህ ያመረትኳቸው ምርት ስለማመጣቸው እነሱም እሩቅ ናቸው እንግዲህ በተለያዩ መጓጓዣዎች ማገበያቸውን ገበያውና ቤቴ እራቅ ስለሆነ እንግዲህ ትንሽ እሱ ፈታኝ ሊሆን ይችላል ግን ግዴታ እንግዲህ አንድ አስር ኪሎ ሜትር ይርቃልኝ የሆነ ግድግዴታ መኖር እስካለ ድረስ መስራት አለብን እና እሱን ተቋቁሞ መስራት አማራጭ

በዚህ ቅዳሜና እሁድ ምን ታደርጋለህ? ለሚለው ጥያቄ እንግዲህ ያው ቅዳሜና እሁድ እንደሚታወቀው እንግዲህ እረፍት ነው። ከእረፍት ጋር ተያይዞ ግን ደግሞ የተለያየ ስራዎችን የምንሰራበት ጊዜ ነው። እረፍት ሲባል ቁጭ ብሎ የሚልበት ሰዓት አይደለም። የታመሙ ሰዎችን መጠየቅ የተለያዩ የተቸገሩ ሰዎችን መርዳት ቤተክርስቲያን መሄድ ተለያዩ መዝሙሮችን ማዳመጥ። ቅዳሜ ቀን ደግሞ ገበያ ነው ቅዳሜ ቀን የተለያዩ ነገሮችን እንሸጣለን እንለውጣለን ከዚያ በኋላ እሁድ ነው። እንግዲህ እሁድ ሰፋ ጊዜ አለን እረፍት አለን። እሱ ጋር ደስ ይላል እንግዲህ ቅዳሜና እሁድ እንግዲህ በተለይ የታመሙ ሰዎች መጠየቅ እሱ እሱ ጥሩ ነገር ነው። በዚህ አጋጣሚ ደግሞ ነገ ደግሞ ቅዳሜና ነገ እሁድ ነው ቤተሰብ እሄዳለሁ ቤተሰብ እጠይቃለሁ ከቤተሰብ ጋር የጥምቀት በዓል ሰኞ ጥምቀት በዓል ነው ሰኞ ስለማከብር። ቅዳሜና እሁድ እንግዲህ በተለያዩ ስራዎች አሳልፋታለሁ አሳልፋለሁ ብየ አስባለሁ ይኸው ትንሽ እረፍት አለ የተወሰነ እረፍት አለ ግን ሙሉ እረፍት አናደርግም። ተላይ በጎ ስራዎችን የምንሰራበት ነው ሁኔታ ነው ያለው

ስሜትህን በፊት ላይ ታሳያለህ አዎ በደንብ ነው የማሳየው እንግዲህ ሰዎች እንደሚሉኝ በደንብ ነው የማሳየው ያው እንግዲህ ስሜት ማለት እንግዲህ እያንዳንዱ ሰው እንግዲህ የራሱ የሆነ ስሜት አለው በተለይ ስሜት እንግዲህ ማለት ያው ከቁጣ ጋር የተያያዙ ከተለያዩ ነገሮች ጋር ያው ሰው ሲበሳጭ ሲደሰት የሚያሳየው ነገር አለ እና ለኔ ሰው አብዛኛው ፊቱ ሰው እንግዲህ ስሜት የሚያሳይ በቁጣ ነው ሰው ሲቆጣ ፊቱ የሆነ ቀየርየር ያለ አይኖቹ መቅላት እና የተለያዩ ነገሮች ያሳያል እና ከዚህ ጋር እያይዞ እንግዲህ የተለያዩ ነገሮች ያው ንዴትም ሲመጣ መቆጣት ሲመጣ ሰዎች ጋር ሲጋጭ ምን ሲልም የተለያዩ በደስታ ቢሆንም እንግዲህ ፊት የሚያሳዩ የሚነበበው ነገር ይኖራል ከዚህ ጋር ተያይዞ እንግዲህ የተለያዩ ስሜትን በፊት ላይ ማሳየት ታሳያለህ የሚለው አዎ አሳያለሁ የተለያዩ ስሜቶችን እንግዲህ አሳያለሁ ሰዎች እንደሚውልኝ ማለት ነው።

በየትኛው ቀን ወደ ገበያ ትሄዳለህ ለሚለው እንግዲህ አብዛኛውን እንግዲህ የኢትዮጵያ ገበያ ቅዳሜ ቀን ነው? በመሰረቱ ሁሉም የራሳቸው ገበያ ቀን አላቸው። ለምሳሌ እሁድ ገበያ ሰኞ ገበያ ቅዳ ማክሰኞ ማክሰኝት ማክሰኞ እሚባል አለ እሮብ ገበያ እሚባል አለ። ሀሙስ ሀሙስ እሚልም አለ አርብ ገበያ እሚባልም አለ። ቅዳሜ ዋናኛ መጠቀለያ የሁሉም ገብያ ነው። እንግዲህ እና በየትኛው ቀን ወደ ገብያ ትሄዳለህ ለሚለው አብዛኛውም ገብያችን ቅዳሜ ቀን ነው። ሁሉም ነገር እሚሸጥ እሚለወጠውም በስፋት ነጋዴዎችም ከተለያየ ቦታ መጥተው ሰውም። ሄዱ የፈለገው ነገር ሽጦ የሚገዘው ቅዳሜ ቀን ነው። ሰፊ የገበያ ቀን ነው። ቅዳሜ እና ቅዳሜ ደስ የሚል ነገር ነው። እንግዲህ ቅዳሜ ቀን የገበያ ቀን ነው። እሁድ ደግሞ የእረፍት ቀን ነው። እንግዲህ ቤተክርስቲያን መሄጃችን ማረፊያችን ነው። እሱ ደስ እሚል ነው

በመሬት ላይ መቀመጥ ታመቻችህ፤ በመሬት ላይ መቀመጥ እንግዲህ ያው መሬት ላይ መቀመጥ ያን ያህል አይመችም የሚመችበት ቦታማ አለ። ለምሳሌ ያው ለምለም ሳራማ ቦታ የሆኑ ነገሮች ስንቀመጥ ደስ ይለናል። ያው አካባቢ መቀመጥም አልፎ ይሆን እንተኛበታለን ደስ ይላል ልምላሜ አለው። አረንጓዴ የሚሆን ነፋሻማ የሚሆን በአተክልቶች ምናምን ውስጥ ስንሆን ደስ ይለናል። ከዛ ውጪ ግን ዝም ብሎ ምንም ልምላሜ የሌለው መልሬት ከሆነ አዋራ ነው እንዲህ የሆነ ማቃጠል ድንጋያማ ነገር ከሆነ ያው አዋራ ነገር ካለ እሱ አስቸጋሪ ነው የሚሆነው። ግን እንግዲህ እንደ ቦታው ይለያያል በመሬት ላይ መቀመጥ ተመቻቸ ለሚለው እንግዲህ የሆነ ነፋሻማ ቦታ ያው ቦታው ለምለም ሳራም የሆነ ቦታ ካለ እሱ ጋር ለጥ ብለን የተለያየ እረፍቶችን እናደርጋለን። ከዛ ውጭ ያለው ግን ያው ቦታው ማይመች ከሆነ መቀመጥን አንወድም። ብብዛት ግን አነፋሻማ ቦታ መቀመጥ ላይ እሱ ደስ ይላል እንግዲህ ያው ሳሮች ምኖች ውብ ስለሆኑ ያምራሉ ደስ ይላል።

ስጦታ መስጠት ትወዳለህ? አዎ እንደ ስጦታ የሚያስደስት የለም እንግዲህ ስጦታ ለአንድ ሰው እንግዲህ የሆነ በሚስጥር የተሰጠ ነገር ነው እንግዲህ ለኔ የምሰጠው ሰው ቃል ኪዳን ስጦታ ልሆን ይችላል የተለያዩ ስጦታዎች ሊሆኑ ይችላሉ። አንግድህ ከስጦታዎች ሁሉ ግን አኔ ደስ የሚለኝ መጽሐፍ መስጠት ነው በተለምዶ ያው እንግዲህ ገንዘብ የሚሰጥ አለኝ የተለያዩ ወርቅን ብርም ሊሰጥ ይችላል ግን መጽሐፍ እንደመስጠት በጣም ትልቅ ነገር የለም ብዬ ነው ማምነው አኔ ምክንያቱም መጽሐፍ ውስጥ የተለያዩ ብዙ ድብቅ ነገሮች አሉ። እንግዲህ ወርቁ አንድ ጊዜ ተሰጠን ሰጠነው ብር ነው የሚይዘው ገንዘብ ነው ገንዘብን ተቀይሮ የሚሰጠው። እሱ ግን ይሄው እንግዲህ ሁሉም ሚያውቀው ነገር የተለመደ ነው የው ወርቅ ወርቅ ነው ከወርቅነቱ እንግዲህ ያልፍ ወርቅ ነው። በውስጡ ግን እንደ መጽሐፍ በጣም ውድ የሆኑ መጽሐፍቶች መስጠት ደግሞ እንግዲህ አንብቦ ሰው እዛ ጋር ፈልቅቆ የሚያወጣቸው ነገሮች አሉ እና በትክክል አንባቢ ከሆነ ሰውየው በጣም ብዙ ነገር አለ እንደኔ የማምነው እንደዚህ እንደዚያ ነው እንግዲ ያው ወርቅ ምን ያህል ከአለማችን ውድ ቢሆንም ግን ለሰው ላይ ግን መኖር የሚችለውን ነገር ስትሰጠው እንደዚህ ተመርኩዞ በጣም ብዙ ነገር ታሪካዊ ነገር መስራት ይችላል። እንግዲህ በስጋም በነብሱ መስራት ስለሚችል ማለት ነው። ገንዘብ እንግዲህ ገንዘብነት አልፈህ

የድሮ ፎቶዎችህን ትይዛለህ? አዎ ፎቶዎችህ አሉ ያው በተለያየ እርስ እንዳወራን ጎግል ድራይቭ ላይ ያሉ እንግዲህ ቦታዎች እዛ ጋር ስፈልግ አወጣችኋለሁ ተለያይ ማስታወሻዎችን ተለያዩ ቦታዎችን ወቅቶችን ጊዜዎችን የትምህርት ሁኔታዎችን ጓደኞችን የተለያዩ ቤተሰቦችን እንግዲህ የማስታውስበት እስከሆነ ድረስ እዚህ ጋር ተያይዞ እንግዲህ ፎቶዎችን በስርዓት አስቀምጣለሁ እይዛለሁ ስፈልግ ግን የማስታውሻለት የሆነ ትርፍ ስንት ጊዜ ሳገኝ ምናምን እያሰስኩ ስልኬን እንግዲህ ማስታወሻ ጊዜ ይኖራልኝ እሱ ጋር ተያይዞ በጣም ደስ የሚል ሁኔታን አለበት እና በደንብ ነው ፎቶዎችን የምዛቸው ለምን ጠያቂ አዎ በደንብ ፎቶ እንከባከባለሁ እይዛለሁ እንግዲህ እንደ እኔ ባለኝ ሁኔታ መረጃ ማለት ነው

የምትወደው መተግበሪያ ምንድነው? ይሄን ከዚ በፊት እንድተወያየንበት እንግዲህ ሌላ በሌላ ጠቀሜታ መሰለኝ የምወደው መተግበሪያ እንግዲህ ያው ቴሌግራም ነው። እንግዲህ እንዴ ኢትዮጵያ አጠቃላይ ሁሉም ህዝብ የሚጋባበት በቴሌግራም ነው። ሌሎችም አሉ ግን በተለይ ለትምህርት ነክ ነገሮች የምንወያይበት የምንጻጻፍበት የተለያዮ መረጃ የምንቀያየርበት ነው። እንግዲህ ቴሌግራም በጣም ቤስት የሚለው ነገር ነው። ቴሌግራም እንግዲህ ምርጥ ጓደኛዬ ብዬ ነው የማስበው እኔ። የተለያዩ ነገሮች መረጃዎች መካፍልበት ነው። ቴሌግራም ውስጤ ነው እንግዲህ እንደ አጠቃላይ። ለሁሉም ሰው ቢሆንም ሌሎችም አሉ እንግዲህ ለውጭ አገራት ደግሞ አሉ እንግዲህ ወይ ቴሌግራም አለ ዋትሳፕ አለ አሞሌ አለ። ሌሎችም አሉ እንግዲህ ያው ሌሎች መገናኛዎችም አሉ ግን የምወደው መተግበሪያ ቴሌግራም ነው በአብዛኛው ነው

ማር ትወዳለህ አዎ እንግዲህ ማር የማይወድ ሰው መቼም የለም። እንግዲህ ማር ማለት የአለማችን ጣፋጭ ምግብ ነው ታውቀው አለኝ። ይኸው እንግዲህ ኢትዮጵያን በዚህ በኩል የታደለች ናት ቀፎዎች አሉ በጣም ብዙ እጽዋት አላት። መሬቱ ሰፊ እስከሆነ ድረስ እንግዲህ ተለያዩ እጽዋቶች አሉ ዛፎች አሉ። እነሱም ማሮች ደግሞ የተለያዩ አባቦችን ይፈልጋሉ እና። በተለይ መስከረም ወራት አካባቢ ተለያየ አባቦች ስለሚፈነጥቁ ያው አደይ አበባ ምናምን ስላሉ እዛ ጋር ቀስማ የምታመጣው በጣም ተፈላጊ ማር አለ። የጥቅምት ማር ምናምን አካባቢ በጣም ደስ ይላል። የገረየዘው እንግዲህ ማር እወዳለሁ ቤተሰብ ጋር በተለይ ቤት ስሄድ እጠቀማለሁ ምናምን። እና ማር እንግዲህ በጣም ተወዳጅ ምግብ ከመሆኑ አንፃር ማርም እወዳለሁ እመገባለሁ እኔ ደስ ይለኛል። እና ማር በጣም እወዳለሁ እንግዲህ እንደኔ እኔ እንደምፈልገው እንደዚህ ነው

የአትክልት ስራ ታደርጋለህ? አዎ የአትክልት ስራ በጣም ነው የምወደው። የተለያዩ ፍራፍሬዎችን አትክልቶችን በጣም እንከባከባለሁ። ያው ለራሴ መጀመሪያ ለራሴ ለመግብነት ነው። እንግዲህ መግብነትን ከፈለኩ በኋላ ደግሞ እንግዲህ ያው ለገበያ ወደ ገበያ ማውጣት። ይኸው የፊት የፊቶችን እየለቀምኩ በቅርጫት በተለያዩ ነገሮችን እየለቀምኩ በተለያዩ ማጓጓዣዎችን እያጓጓዝኩ ወደ ገበያ አደርሳለሁ ያው የምፈልገውን ብር ገበያው ላይ ባለው በሰአቱ ባለው ላይ ገበያ ዋጋ እየሸጥኩ የተለያዩ ብሮችን እየያዝኩ ወደ አካውንቴ አስገባለሁ ማለት ነው። እንግዲህ የተለያየ ገቢ ምንጭም እጠቀማለሁ የምፈልገውን ያህል እበላለሁ። እንግዲህ ለመግበዝነትም በጣም እጠቀማለሁ አልፎ ተርፎ ደግሞ ለገበያ እንጠቀማለን።

ምን አይነት ስልክ ትጠቀማለህ? ያው እንግዲህ እኔ ምን ስትጠቀሙ ስልክ ስማርት ፎን ነው ያው ጋላክሲ ስልክ ነው የምጠቀመው ሳምሰንግ ጋላክሲ ነው የምጠቀመው። ያው እንግዲህ ስልክ በየጊዜው አዳዲስ ሞዴሎች ይመጣሉ እንደነሱ እየቀየርን ስልካችን ስካለንድ ሲበላሽብን ብንቀየርን ካለን ያለውን በጥንቃቄ መያዝ ያው አሁን ላይ በጣም ዋጋቸው ጨምሯልና። የያዝናቸውን ሰልክ በጥንቃቄ ተጠቅመን ያው እንግዲህ ምንም ፈልገውን ስራ እያከናወነን ብንችል ብንችል ደግሞ እኮ። ላፕቶፕ ብገዛ ደስ ይለኛል። አሁን ላይ እንግድ ሳምሰንግ ጋላክሲ ስልክ ነው የምጠቀመው ኤ ዜሮ ሲክስ ነው የምጠቀመው። እንግዲህ የአሪፍ ስልክ ነው ይሄ ስልክ ነው የሚጠቀሙበት ነው በጣም ብዙ ስራዎች እያከናወኑ ነው የምገኘው። እና ምን አይነት ስልክ ልጠቀም አለ የሚለውን ሳምሰን ስልክ ነው የምጠቀመው በአሁን ሰዓት ማለት ነው። እና ፍጥነቱ ምኑም ደስ የሚል ነው አቅሙ ደስ ስለሚለኝ ማለት ነው

ቃልህን ትጠብቃለህ? አዎ ቃል መጠበቅ ነው ዋናው የሰው ልጅ እንግዲህ እምነቱ መገለጫው። መተማመን መተማመንነቱ መተማመኝነቱ ቃል መጠበቅ ነው። ሰውየው ያንን ስራ አሰራለሁ ወይም እሰራለሁ ብሎ ካሰበ። የሆነ ክፍያ ሊሆን ይችላል የተለያዩ ነገሮችን ከሆነ እንግዲህ ቃል መጠበቅ ትልቅ ነገር ነው። ቃል መጠበቅ ከምንም በላይ እንደ ቃል የሚከብድ የለም። ቃልን ጠብቆ በለት በሰአቱ መገኘት ነው። እንግዲህ ትልቁ ነገር ማለት እንግዲህ ቃል መጠበቅ የተለያዩ ነገሮችን ለሰዎች የምንታመነው ቃላችን አክብረን ቃል የገባንለትን ነገር ለሰዎች ስናበረክት ወይም ስንሰጥ ነው። እንግዲህ ቃል መጠገብ አለብን። ሰውም እንግዲህ ቃል የገባውን ደግሞ እንግዲህ ቃል የገባለት ነገር ደግሞ እንግዲህ ሰውም ሰርቶ በጊዜው ማስረከብ አለበት። እና ሁሉም ቃሉን ሲያከብር እንደ አጠቃላይ ደስ ይላል

እህል መፍጨት ታውቃለህ? እህል መፍጨት እንግዲህ ያው በማሽንም በባህላዊ መንገድም እንግዲህ የህል መፍጨት አላውቅም ያን ያህል አይደለሁም ያው እንግዲህ እናቶቻችን ናቸው ይሄን ስራ በጣም ብዙ መስራት የሚችሉትኝ እንግዲህ እኔ እህል መፍጨት ያኔ ያህል የምችል አይደለሁም። ያው ወፍጮ አሁን ዘመናዊ ማሽኖች ስላሉ እንግዲህ ይፈጫሉ ወንዶችም በዚህ መፍጨት ያውቃሉ በደንብ ያውቃሉ እኔ ግን እንደ አጋጣሚ ሆኖ ግን መፍጨት አልችልም ያው ባየው ሙያው ቀላል ነው፣ አንድ ቀን ሁለት ቀን ሶስት ቀን በዛ ቢባል የሚችለው ነገር ነው ግን የምችለው ሞክሬም አላውቅም በገጠር ላይም የተለያዩ ነገሮች ይፈጫሉ እናቶቻችን ግን ያን ያህል ፈጭቼም አላውቅም ያው እንግዲህ ሙያው እንግዲህ እርግጥ ሙያው ጥሩ ነው እንግዲህ ቢኖር ጥሩ ነው ብዬ አስባለሁ ግን እስካሁን የለኝም።

ቡና ወይ ሻይ ትመርጣለህ? እኔ የምመርጠው እንግዲህ ሻይ ነው። ቡና እንግዲህ አልወድም። ያው ቡና እንግዲህ በሰፊው በሀገራችን በአለም አቀፍ የሚዘወተር የትኩስ አይነት ነው ለአእምሮም ያነቃቃል ተብሎ ይታሰባል። ግን እኔ የምወደውም ሻይ ነው። በምትኩ ደግሞ ሻይን እመርጣለሁ። ሻይ እጠጣለሁ። እወዳለሁኝ። ያው እንግዲህ ሻይ ስጠጣ እንዲሁ ደስ ይለኛል። የተለያዩ ለጥናትም ሆነ የተለያዩ ስራዎች ለመስራት ከምግብ በኋላ ሻይ ስጠጣ በጣም ደስ ይለኛል። አጠቃላይ እንግዲህ ሻይ በጣም እመርጠዋለሁ እኔ ደስ የሚለኝ ነገር ነው። ከቡና ይልቅ ሻይ ምርጫዬ ነው። እንግዲህ ይሄ ነው የኔ ምርጫ አብዛኞች ግን የቡና ነው ምርጫቸው። እንግዲህ የሰው እንደ ፍላጎቱ ነውና ሻይን መርጬ ነው እንግዲህ እኔ ከምግብ በኋላ እንግዲህ ስፈልግ ስፈልግ እየጠጣሁ ያው ትንሽ የምዝናናው ማለት ነው።

የጫማ ቁጥር ስንት ነው? የኔ የጫማ ቁጥሬ እንግዲህ ሰላሳ ዘጠኝ እና አርባ ነው የሚገጥመኝ ያው እንግዲህ ለአጠቃላይ አርባ ቁጥር ማለት እወዳለሁ። እንግዲህ ያው እንግዲህ የጫማ ቁጥር እንግዲህ እንደ ጫማው ይለያያል እንደ እንደ መጠኑ ነው የሚለያየው ቁጥሩ ስለበዛም ስላነሰም አይደለም የጫማው መጠን ነው የሚወስነው እና ግን አብዛኛው የምጠቀመው ቁጥር እንግዲህ ሰላሳ ዘጠኝና አርባ ነው። አብዛኛው ወደ አርባ ያደላ ነው እንግዲህ የሚሆነው አብዛኛውን ቁጥር የምጠቀመው አርባ ቁጥር ላይ። አርባ ቁጥር ይሆናል እሱን ጫማ ነው የምጠቀመው ሽፍ በተለይ ሽፍን ጫማዎችን የምጠቀማቸው አርባ ቁጥር ነው የሆነ እንደዚህ ተለጣጭ ነጠላ ጫማዎች ምናምን ከሆኑ ግን የሠላሳ ዘጠኝ ቢሆን ምናምን ያን ያህል አይከፉም። እና በብዛት የምጠቀመው አርባ ቁጥር ጫማ ነው እንግዲህ እኔ የምትጠቀመው ማለት ነው

መስኮትህን ክፍት ትተዋለህ? አይ እንግዲህ መስኮት ማለት የወለደን ሲባል እንግዲህ መዘጋት አለበት ቀን ቀን ላይ ይከፈታል አዛ ኸዛ ውጭ ግን ክፍት መጥቶ አይቻልም። ያው እንግዲህ አንዳንድ አደጋዎች ሊመጡ ስለሚችሉ በተለይ ያው ወይ ትንሽ ጊዜዎች ከጊዜ ወደ ጊዜ እየከፉ ስለመርሷል አሙሪት ተደፋረስ ስለሆነ ክፍት መጥቶ የለበትም ቤት በደንብ ለመዘጋጅ ያለበት። ዝርፋም የተለያየ ገም ስለሚመጣ ክፍት መስኮቴን አልተውም ቀን ላይ እከፍታለሁ ሲመሽ እዘጋለሁ ግድ ነው። በቃ ሙቀት ቃል እከፍታለሁ ብርድ ነገር ሲዞር ወይም ማታ ላይ መዝጋት ግዴታ አለብኝ እና እዘጋለሁ። ለምሳሌ አንዳንድ ዩኒቨርሲቲው ልጅ ታቋምሳለን መስኮቱን የውሃ ሙቀት ጋር ተነስተን እንከፍታለን ያው ያ እዚያ ላይ ምንም የሚያስፈራ ነገር የለም። ያው ትንሽ ይሻላል። ያ ዝጋገን የመኖሪያ አይነት ላይ ወደ ሌሎች ክፍሎች ግን። ወደ ሌሎች ቦታዎች ግን። ትልቅ መስኮቱን ከፍቶ መተኛት ትንሽ አደጋ ስለሚያስከትል ያው እንግዲህ መስኮቴን ተጠንቅቄ ነው እከፍታለሁ የምዘጋት ነው። እዛ የምከፍተው

ትንኞች በአካባቢው አሉ አዎ አሉ በሚገባ ብዙ ትንኞች አሉ እንዲሁ። አሁን አሁን ላይ ያው ትንሽ ወራቶች ስለቀነሱ ነው እንጂ ማለት ያው። ወደ በጋውኑ ወደ አጠቃላይ በጋ ወደሚለው እየገባን ነው እንጂ መስከረም ጥቅምት ላይ ህዳር ላይ አካባቢ በጣም ትንኞች አሉ እሚናከሱ ወባ የወባ ትንኞች አሉ የተለያዩ ደቃቅ ትንኞች አሉ። እነሱ እነሱ እንግዲህ አስቸጋሪ ነበሩ ለወባ በጣም ያጋልጡ ነበር በተለይ ከተማ ላይ በጣም ይበዛሉ ገጠር ላይም አሉ። እንግዲህ የተለያዩ የታቆሩ ውሃዎች ጋር የተለያዩ ነገሮች ጋር በቃ ውሃም እሚበዛባቸው ሰአቶች ቶሎ እማይደርቁ ውሃዎች አሉ አዘሎች ነገር ተያይዞ ተላቢ ትንኞች አሉ። እና በጣም ነው የሚናከሱት በጣም ሲበዛ ለወባም ያጋልጣሉ በተለይ በተለይ ለህፃናት በጣም መጥፎ ናቸው። ትንሽ አደጋ

ገመድ መጠቀም ታውቃለህ? አዎ እንግዲህ ገመድ ለተለያዩ ጥቅሞች ይውላሉ በጣም ለተለያዩ በተለይ ለግብር ነው አለም በጣም መሰረታዊ የሚባሉ ነገሮች እነሱ ናቸው። በተለይ ለከብቶች ማሰሪያ የሚሆንም ለሀሳብ መሰብሰቢያ የሚሆንም እንጨት ለማሰር እንግዲህ ተለያዩ ነገሮችን ለመጓጓዝ የሆነ የምታሰርበት እንግዲህ ገመድ ነው ገመድ በጣም ወሳኝ ነው። የገመድ ጥቅም በጣም እጅግ በጣም ብዙ ነው የማየው ነው የማምነው እኔ በተለያዩ ነገሮች በቃ ለልብስ ማስጫመን ለተለያዩ የምንጠቀማች ነገሮች ገመድ ነው እንግዲህ የገመድ አጠገብነው በጣም በእጅጉ ሰፊ ነው። ከዚህ ጋር እየዝገብኩኝ ለሌላ ይጠቅማል የስፖርተን እንቅስቃሴ ገመድ ዝላይ ምናምን እነሱን አገላሉ። ገመድ መጠቀም በወቅቱ እንግዲህ በትምህርት ላይ እያለ ተጠቅመነዋል። ነገመድ አገልግሎት በጣም ሰፊና መጠን ሰፊ የብዬ

ጢም ታቆያለህ? አዎ ጢም እንደውም ደስ ይለኛል እንግዲህ ጢም ማለት ያው ለወንዶች በተለይ ለወንዶች እንግዲህ ለወንዶች ስጦታ ነው እንዲሁም ጢም የሌለው ሰው ፊቱ አያምርም ይባላል እንግዲህ እንደ አባባል ጢም እንግዲህ ያው ቶሎ አልስተካከልም እኔ ያው ይቆያል ደስ ይላል በመሰረቱ እኔ ጢም የለኝም ትንሽ ነው ያለችኝ እሷን ቢሆን ግን እያሳደኩ ይዣታለሁ። ያው እሷንም ቢሆን እያሳደኩ እየተንከባከብኩ እይዛታለሁ ያው በጣም ሲያድግ ትንሽ አሳጥራታለሁ ግን መኖሩ ደስ ይለኛል የሆነ ክብር አለው፣ ግርማ ሞገስ አለው፣ የሆነ የአባቶች መገለጫ አለው እና ደስ ይላል ወንድ ጢም ሲኖረው በጣም ምርጥ ነው ወደ ደስ ይላልኝ። እና እንደ አጠቃላይ እንግዲህ ጢም ታቆያለህ ለሚለው አዎ አቆያለሁ ቶሎ ቶሎ አልስተካከለውም ቆየት አድርጌ ነው የምስተካከለው እና ጢም በጣም ደስ ይለኛል እንግዲህ እንደ አጠቃላይ።

በስራህ ላይ ምን ተግዳሮት አለህ? ያው እንግዲህ በስራዬ ላይ ያለኝ ተግዳሮት ውጤቴ እንግዲህ የሆነ ሰው ራሱን የቻለ አላማ አለው መድረስ የምፈልግበት አላማ አለው። ከእድገት እድገት ከእድገት እድገት። የሆነ እያመጣሁ ለውጡን እያየ የሚሄድበት አለ እኔም እንግዲህ የራሴ አላማ አለኝ ቤተሰብን እመራለሁ በዚያ ላይ ስራዎችን እሰራለሁ ተለያዩ ስራዎችን። ስራ ብዙ ስራዎችን እሰራለሁ በመስመር ላይ። በማሳዎች በግብር ማሳዎች የሚሰራው እንግዲህ ራሱን የቻለ አላማ ከፍ ወዳለ አላማ ደግሞ ለማሻሻል ቀላል ስራዎችን ለመስራት ከዚህ የበለጠ አድካሚ ያልሆኑ ስራዎችን ተክቼ ለኔም ለቤተሰቤም ለልጅልጅም የምተርፍበት ቀጣይ አልፎም ተርፎም ለናትአባትም እሰራለሁ። እያሰብኩ ነው። እንግዲህ ተግዳሮት እንግዲህ ውጤቱ ምን ይመስላል የሚለውን ነገር እንግዲህ ሳየው እንግዲህ በእቅዱ ላይ እንደሚያየው የተሻለ ውጤት እያሳየን ነው ብዬ አስባለሁ። ከዛ ጋር አያይዞ እንግዲህ ያው የተለያዩ ስራዎችን እሰራለሁ ብዬ አስባለሁ። ከዚህ በኋላም እንግዲህ ሰፊ እቅድ አለኝ

በየትኛው እጅ ትጽፋለህ ለሚለው ጥያቄ? እንግዲህ በግራ እጄ የምጽፈው በግራ እጄ ከድሮ አንስቼ የለመድኩት ነው። እንግዲህ ከአስተዳደጌ አንስቶ እንግዲህ መወርወር የምችለውም መስራት የምችለውም አብዛኛው በግራ እጄ ነው ምግብ የምበላው በቀኝ እጄ ነው። ያው ቀኝ እንግዲህ የተመራጭ ስለሆነ ለምግብ ይሄው እንደ ባህልም ስለሆነ በግራ እጄ ግን ሁሉን ነገር መጻፍ እችላለሁ የፈለኩትን ነገር መጻፍ እችላለሁ። ስማርም የተለያየ አጠቃላይ ነገሮች ምጽፈውም በግራ እጄ ነው። እንግዲህ ያው ግራ እጄ እንግዲህ ለኔ ቀኝ ማለት እችላለሁ እንግዲህ እእ ብዙ ነገሮች እሰራለሁ የተለያዩ ነገሮችን ማድረግ የምፈልገው ነገር አደርጋለሁ። በቀኝ ደግሞ ያው ሀ ምግብ ነክ ከሀ ጋር ከምግብ ነክ ጋር የተያያዙ ምግቦችን እእ ስራዎችንም ምግቦችንም በቀኝ እበላለሁ። ያው እንግዲህ በእጄ ግን እእ የተለያዩ መጽሐፍት ጽፎችን በጣም መጻፍ እችላለሁ በብር የተለያዩ ነገሮች መጻፍ እችላለሁ ማ

ጥፍርህን ትቆርጣለህ አዎ በሚገባ ነው? እንጂ የጥፍር መቁረጥ እንግዲህ ጥፍር ማለት እንግዲህ ከጠፍራችን ውጪ አድርጎ የሚሄድ አለ አላስፈላጊ የተለያየ ቋሻሻዎችን የሚይዝ እዚያ ላይ የተለያዩ ምግቦችን የሚሰበስብ ምናምን እሱ እሱ ስለማይጠቅም ያው እንግዲህ እያየን ሲያድግ ሲያድግ እየቆራረጥን እየቆረጥን የምንጥለው ነገር ነው። እና በስራት ባለው ነገር ያው ሲያድግ ሲያድግ እየቆረጥን ነው የተለያዩ ነገሮችን ከተለያዩ በሽታዎች የምንጠብቅበት ነው። ጥፍርን መቁረጥ ግዴታ ወሳኝነት ነገር አለው ጥፍሬን በደንብ እየተቆጣጠርኩ እምቆጥራቸው እኔም ቆርጠው እና ጥፍሬን በስራ እንከባከባለህ ብዬ አምናለሁ። እንግዲህ መሰድጉም አለው መሰረቱ ያው በተለይ ሴቶች ማሳደግ ይወዳሉ። እኔ ግን የእንግዲህ ጥፍርን ማሳደግ አልወድም ቶሎ ቶሎ ምቆርጣቸው ያው ትንሽዬ እድግ ካለ መቁረጥ ነው ከዚያን ይሁን ከተለያዩ በሽታዎች እከለከለ

ዛሬ የአየር ሁኔታውን እንዴት ነው? ለሚለው ጥያቄ እንግዲህ የአየር ሁኔታውን እንደ አጠቃላይ እንደ አጠቃላይ እንደ ኢትዮጵያ ደስ የሚል የአየር ፅባይ አለው። እንግዲህ ዛሬ ግን ደም በተለይ ዳመናማ ነበር። ዛሬ ያው ክብረ ባልም ዘመገጠመኝ ሰኞ እንግዲህ ክብረ ባል አለ ያው ጥምቀት ክብረ ባል አለ እና አሁን የተው ያየር ልብረቱ ደመናማ ነው ደስ የሚለው ቅዝቃዜ ነው። እንግዲህ ባሉን ተመርኩ ዞር የመጣው ደመኖች ራሳቸውን የቻሉ ሚስጥር አላቸው በተለይ ክብረ ባል ሲመጡ ምናምን ራሳቸውን ችሎ ለማክበር ይፈልጋሉና የእንግዲህ የፈጣሪ ተልኮ ናቸው። እና ደመናማ ነው እንግዲህ ያለው የአየር ሁኔታ ደስ የሚል ቀዝቃዛ ነው ፀሀይማ አይደለም። አሪፍ ነው እንግዲህ ያለው ነገር ደስ የሚለው የአየር ፀብያ ነው እስካሁን ያለው። የነገውን ደግሞ እንግዲህ ነው የምቀጥለው ቀን እናያለን የዛሬው ደስ ደስ የሚለው ቀን

"በምን ትመገባለህ?" ለሚለው ጥያቄ እንግዲህ ያው የምመገበው እንግዲህ በሳሃን ነው አብዛኛው ሰዓት የምትዘገበው በሳህን ነው። አብዛኛው ምግቦቻችን ደግሞ እንጀራ ነው እንግዲህ እንጀሮችን ነው የምመገበው በሳሃን እንመግባለን። ስንጨርስ ደሞ ሳህኖቻችን አጥበን በደንብ እናስቀምጣለን። ያው ሲናስደ አድርቅ ምናምን በደንብ እናስቀምጣለን ከተለያየ ቋሻዎች ቋሻዎች አቧራዎች እንዲርቁ አድርግ እናስቀምጣለን። ማቅረብ ስንፈልግ ደግሞ እነሱ እንግዲህ በደንብ ስንድታገን ወላወላ ምናምን ይኸው ድጋሚ ደግሞ ገና መብላት ስንፈልግ እንበላለን። እና በምን ትመገባለህ ለሚለው ጥያቄ እንግዲህ በሳህን ነው አብዛኛው ምግብ እንግዲህ የሚበላው በሳህን ነው እንግዲህ እንደ አጠቃላይ እኔ ማውቀውም ከቤቴ ያለውም እሱ ነው እንግዲህ ያለው ሁኔታ እና ሳህን በጣም ጠቃሚ ነው። ንጽህናውም መጠበቅ አለበት።

በብዙ ህዝብ መካከል መሆን ታመቻቸህ ይላል እንግዲህ በብዙ ህዝብ መካከል መሆን። ያን ያህል እኔ የምፈልገውም አይደለም እንግዲህ ብዙ ህዝብ መካከል ማለት ያው እንግዲህ ብዙ ሰው ያንን ሰው ሊወደው ይችላል ሊያከብረው ይችላል። በስራም ሆነ በወኔ ያ በዝናም ሆነ በሀብትም ሆነ በሆነ የሚፈልገው ያ ከዚያ ሰው ያየበት ነገር ይኖራል። እና ያ ሰው የሆነ ከሌሎች ተሻይ የሆነ በላይ የሆነበት በላይ የሆነበት ነገር ይኖራል። እና በዚህ መካከል መሆን እኔ ደስ አይለኝም ጥሩም አይደለም ብዬ ነው ማስበው ነው። እኔ እንግዲህ ያው በብዙ ህዝብ መከበብ ምንም የሚያደርገው ታሪክ የለም። ለሰዎች ግን መልካም ሰርቶ መገኘት ጥሩ ነገር ሊሆን ይችላል። ከዛ ውጪ ግን በብዙ ህዝብ ተከቦ ዝነኛ ያን ያህል መባሉ ጥሩ አይደለም። መልካምን ነገር ግን አሳይቶ በጣም በብዙ ህዝብ መካከል መሆን እሱ ትልቅ ነገር አለው መልካምነት ራሱን ችሎ የራሱ ዋጋ ስላለው ማለት ነው

የመጠጥ ውሃን ከየት ታገኛለህ የመጠጥ ውሃን እንግዲህ ከባንቧ ነው እንግዲህ በመስመር የተዘረጉ ከተማ ላይ ባንቧዎች አሉ እነሱ ይለቀቃሉ በወረፋ ነው ቀናችን ጠብቀው ሲለቀቁ እንቀዳለን ከዛ ውጭ ያለው ግን ወደ ገጠር ስንወጣ እንግዲህ የገጠር ባምቧማ አሉ የምንጭ ውሃም አሉ እንደኛ ሰፈር እንግዲህ ባምቧ አለ ያሰራነው ባምቧዎች አሉ የህዝብ ባንቧ ናቸው እነሱን በጥንቃቄ ነው የተጠቀምነው እንዳይበላሹ የተለያዩ መከላከያዎችን አጥሮችን አጥረን የተለያዩ ብረቶችን ጠንከርከር አድርገን ግን የምንጠቀምበት ሁኔታ ነው ያለው። በተለይ ውሃ አጋሮችን እያደረግን ያው እንጠቀማለን እሱም አሪፍ ነው ከለለ ደግሞ እንግዲህ የሚያመች ከሆነ ውሃ የምወጣበት ከሆነ በጣም የውሃ የውሃ ጥልቀት በጣም ሩቅ ከሆነ ደግሞ እንግዲህ ምንጮችን መጠቀም እንደ አማራጭ የሚወሰድ ነው እነኛ አካባቢ እንግዲህ ቧንቧ አለ በከተማውም ቧንቧ ነው በገጠሩም ቧንቧ ነው ምንጠቀመው

ምን አይነት የሙቀት መጠን ትመርጣለህ? ለሚለው ጥያቄ ደግሞ እንግዲህ መካከለኛ የመውጣማ የሙቀት መጠን ነው እንግዲህ በጣም ሙቀት ያልበዛበት በጣም ብርድ ያልበዛበት ሀገራችን እንግዲህ መካከለኛ አየር ፀባይ ደስ የሚል ነው። አንዳንድ አካባቢ በጣም ሙቀት አለ እሱ ጋር ተያይዞ እንግዲህ አብዛኛው ግን መካከለኛ ነው መካከለኛ የምወጣ ነው የመቃት መጣ የሚኖር ደስ ይላል። እኔ ለስራ ማጠቃለል ለኑሮ ሁሉም ነገር ለተለያዩ ነገሮችም ለሰብሎችም ለአዝመራዎችም ቢሆን ለፍራፍሬዎችም ቢሆን መካከለኛ የሆነ የፀሀይ ሙቀት ለጽዋትም ቢሆን እንኳን መካከለኛ ሙቀት ሲሆን በጣም ደስ ይላል። እና ከዚህ ጋር ተያይዞ እኔ የምመርጠው እንግዲህ መካከለኛ ሙቃት ነው ያልበዛ ያላነሰ በቃ ደስ የሚል ሙቃት ቢሆን ደስ ይለኛል

የቀን መቁጠሪያ ትጠቀማለህ? አዎ የቀን መቁጠሪያ እንጠቀማለን እንግዲህ በተለይ ሀገራችን ራሷን የቻለች የቀን መቆጠሪያ አላት ትጠቀማለች። እስከ አርባ አንድ ቀን የዘመን መለወጫ አድርጋ ትቆጥራለችና ከዚያ ጀምሮ እንግዲህ አሁን ላይ ሁለት ሺህ አስራ ስምንት ነው እንደ ኢትዮጵያ አቆጣጠር እንደ ፈረንጆች ደግሞ ሁለት ሺህ ሃያ ስድስት ገብቷል። እንግዲህ እኛ ራሳችን የቻለ ባህላዊ ማለት ሃይማኖታዊ የሚያዝዘን መጽሐፍ አለ የተጻፈ እንግዲህ እሱን በሱ በምናምንበት ቤተክርስቲያን በምታስተምርበት መሰረት ነው የምንሄደው። የዘመን መቁጠሪያችን እንግዲህ ዘመን አንድ ብለን ነው እምንቆጥረው እንግዲህ ከመስከረም አንድ ጀምሮ ነው እንግዲህ አዲስ አመት ብለን እምንቆጥረው ከሱ ጋር ተያይዞ ዓመተ ምህረቶችን የተለያዩ አመቶችን የምንቆጥረው። ከዚህ ጋር አያይዞ ነው እንግዲህ ራሳችን መቆጠሪያ አለን እኔም ያንን ተከትየ እንግዲህ ዘመናቶችን እቆጥራለሁ። ወራቶችን እቆጥራለሁ

ዶቄት መፍጨት ታውቃለህ? ይሄን ግን በዶቄት መፍጨት በዶቄት መፍጨት ማለት እንግዲህ መፍጨት የሚለውን አጠቃላይ እንግዲህ መድቀቅ ጋር የተያያዘ ስለሆነ ያው መፍጨት ብዙም እውቀን አይደለኝም አላውቅም። አልለመድኩትም እንግዲህ በማሽን መፍጨት ሊሆን ይችላል በባለወፍጮ ባህላዊ ወፍጮች ሊሆን ይችላል በድንጋዮች የሚያስጠግቁ ይችላል እነሱን ግን የለም አላውቅም። የሌሎች ነገሮችን ግን እሞክራለሁ እንግዲህ ግን እንደ አጠቃላይ በዱቄት መፍጨት የሚለውን ነገር የማውቀው አይደለም የለመድኩት ማለት ነው። ይሄን ነገር የሚሉ እናቶቻችን አይነቶቻችንን ነው የሚያውቁት እኛ በዛኛው በማሽን ሲሆን ግን ወንዶችን የሚሳተፉት በጣም የተለያዩ መፍጨቶችን የፈጫሉ እውነቶችን እዚህ ጋር እየያዙ እንግዲህ በዶቄት መፍጨት የሚለውን ነገር እኔ እስካሁን አልለመድኩትም። እዚህ በኋላ ምን አላችሁ ላለምድም እችላለሁ ሊታወቅ

በአንድ ጊዜ ብዙ ስራዎችን ታካታስትን ታስተናግዳለህ አዎ እንግዲህ በጣም ስራዎችን አስተናግዳለሁ ስራዎች እንግዲህ ራሳቸውን የቻለ የጊዜ ገደብ ቢኖራቸውም ግን በቻልኩት አቅም ወይ ደግሞ ቶሎ ቶሎ ስራዎች እየሰሩ በተገቢ ጊዜ ማከናወን በጣም ጠቃሚ ነው በተለይ ገጠር ላይ በጣም ብዙ ስራዎች በአንድ ጊዜ ይደርሳሉ እነሱን ቶሎ ቶሎ ፍጥነት አለዝ ያስፈልጋል። ከራስ አልፎም የተለያየ ሰዎችን በመቀጠር በጋራ መስራትን አብሮ ጨምሮ ካልሆነ በጣም ስራው አድካሚ ስለሚሆን። አዝመራዎች ያው እህሎች ሊፈርሱ የተለያዩ ሙቀት ጋር ሊደርቁና ሊፈሱ ስለሚሉ ይጎዳሉና። በእለቱ ለመሸከፍ እንግዲህ የወረየ የቡድን ስራ ያስፈልገውአልኝ። የቡድን ስራ ከሌለ ደግሞ ሰዎችን በገንዘብ ቀጥሮ ማሰራት እሱ ጋር በቃ ሀይለኛ ርብርብ ያሰፈልገዋልኝ ከዚያ ነው። ስራዎችን ማሸነፍ የሚቻለኝ ከዛ ውጪ። ለአንድ ሰው ለሁለት ሰው የሚሰሩ ስራዎች

ከእግረቤቶች ጋር ጥሩ ግንኙነት አለህ? አዎ እኔ እንግዲህ በማውቀው መሰረት በቻልኩት መሰረት ጥሩ ግንኙነት አለ ብዬ አስባለሁ በጎረቤት ጋር ተለያዩ ማህበራዊ ግንኙነት መገናኘት በማህበር በክፉ በድጉም ሀዘንም በደስታም አወ እየተገናኙ የተጠራሩ አብሮ መመጋገብ በባል ሰዓት እወ የተገባበው የተጠራሩ። ባህላዊ እምነታችን የሚያዝዘን ክብረ ባል ማክበር አብሮ በጋራ እሱ እሱ ደስ የሚል ነገር ነው። እና እንግዲህ ይሄ ሁኔታ በጣም ደስ ይላልኝ የው ቀጣይነት ነው ያለው። እንግዲህ ከሰው ጋር ስንኖር አብረው ጥሩ የሆነ ግንኙነት ቢኖር ደስ ይላል። እና ማህበራዊ ግንኙነት ጠንካራ ነው እያሰባለሁ ከጎረቤቶች ጋር ያለው ነገር የሆነ እንግዲህ ሰው ሁሉ ነገር ጥሩ ነገር አይኖረው ግጭትን ሊኖር ይችላል። ግጭታችንን በሰላም መፍታት ያለውን ነገር አብሮ ተመካክሮ መኖር ወደፊት መሄድ ማለት ነው

መዘምር መዘመር ትወዳለህ ያው እንግዲህ መዘመር ያን ያህል አልወድም ያው እንግዲህ ስላልለመድኩ ነው። መዝሙር ራሱ የቻለ ጥናት ያስፈልገዋለኝ በገናዎች ክራሮች እንዴት አደራደር ራሳቸውን ቻለው አላቸው መንገድ አላቸው። እሱን ተምሮነው ከዚያ ከዜማው ጋር አብሮ አጣመሮ የሚካሄደው ዝም ብሎ እንዲው በደረቁ መዘመር የለም። እና እንግዲሁ በዚህ አጋጣሚ መዘመር ያው ያው ስሰማው ደስ ብለኝም ባንጎራጉረውም ግን ሙሉውን ስለማለው። ግዴታ መሰልጠን ያስፈልጋልና መዘመር ያንያህል አልቻልኩም ማለት እችላለሁ። ብዘምር ደስ ይለኛል። እስካሁን ያለው ሁኔታ እንግዲህ እየቻልኩ አይደለም። ተቀጣይ እንግዲህ ምን እንዳይፈጠር አላውቅም። ቢችል ደስ ይለኛል ፈጣሪ ባመሰግን ቤተክርስቲያን ላይ የተለያዩ ክበር በአራቱ ላይ ብዘምር ደስ ይለኛል። እስካሁን ግን የቻልኩበት አንድ መንገድ የለም። እንግዲህ ያው ማዳመጥ ብቻ ነው

ሰዎችን በአይን ትመለከታለህ? አዎ እንግዲህ መመልከትና ማየት ይባላል። እንግዲህ መመልከት ማለት አንድን ሰው አተኩሮ ማየት ነው። ያው እንግዲህ ሰው ከሰውዬ የምፈልገው ነገር ሊሆን ይችላል። ያው ሰውየውን በድጋሚ ቀን እንዳለ አይቼ ለማስታወስ ሊሆን ይችላል። የሆነ የምፈልገውን ነጥብ ሊኖር ይችላልኝ ማየት ግን እንግዲህ ሁሉንም ማየት ነው ሁሉም ሰው ይታያል አይን እስካላለ ድረስ ያው። መመልከት ማለት አንድን ሰው አተኩሮ ማየት ነው። ያው እንግዲህ ሰው ከሰውዬ የምፈልገው ነገር ሊሆን ይችላል ያው የሰውየውን በድጋሚ ቀን እንዳለ አይቼ ለማስታወስ ሊሆን ይችላል። የሆነ የምፈልገውን ነጥብ ሊኖር ይችላል ማየት ግን እንግዲህ ሆዱን ማየት ነው። ሁሉም ሰው ይታያል አይን እስካላደረስ ያው መመልከትም ሊሆን ይችላል ማየትም ሊሆን ይችላል። እና መመልከት ማለት ወይ ትመለከታለህ ለሚለው ጥያቄ አዎ እንግዲህ ብዙ ሰዎች ይመለከታሉ

ምን ያህል ጊዜ መጽሐፍ ታነባለህ? የጊዜ ገደብ እንግዲህ ቢያንስ አራት ሰዓት እስከ አምስት ሰዓት ባለው በደንብ አነባለው መጽሐፍ እንግዲህ በተለይ መንፈሳዊ መጽሐፍ ከሆነ ከዚያ በላይ አነባለሁ ደስ ብሎኝ ማለት ነው። ሌሎች መጽሐፍቶች ከሆኑ ለምሳሌ እንግዲህ ያው አራት ሰዓት እስከ አምስት ሰዓት አነባለሁ። ማነሰው ነጥብ አነሳለሁ ከዚያ በኋላ ያው አስቀምጣለሁ እዝናናለሁ ደግሞ ቀጥዬ ከዚያ አነሳለሁ። መንፈሳዊ መጽሐፍቶች ከሆነ ግን ረጅም ሰዓት ከዚያ በላይ ላነብ እችላለሁ ያው ምክንያቱም ቃሉ ተመስጦ አለው ደስ ይላልም። በጣም ደስ የሚል ነገር ስላለው ውስጡ ላይ የሚያስተምረው ነገር ያለ በጣም ብዙ ታሪኮችን ያስተምራል እዛጋ አያያዙ በጣም ደስ የሚል ሁኔታ ነው ያለውና። እንግዲህ ከአራት ሰዓት እንደ አቭሬጅ ከአራት ሰዓት እስከ አምስት እንደ አማካይ ከአራት ሰዓት እስከ አምስት ሰዓት ባለው ሁኔታ አነብባለሁ

ባዶ እግር መራመድ ታውቃለህ? እንግዲህ ባዶ እግሬን አልሄድም እንደ አጋጣሚ ነው እንግዲህ ያው ክረምት ላይ ባዶ እግራችን እንሄዳለን ገጠመኝ እኛ ያለንበት አካባቢ እንግዲህ ያው ዋልካማ አፈር ስለሆነ በጣም ከምንም በላይ ጭቃ አለው እና ያው ከተማ ሲሆን ከተማ ነው ግን ወደ ገጠር ወጣ ሲል የሆነ ጭቃ በጣም ጭቃ አለው እና ባዶ እግሬን እንድሄድ እገደዳለሁ። በጣም ጭቃ አለው። ምክንያቱም ጫማ አይሰድም የሆነ የጭቃ ጫማዎች አሉ እነሱን ማድረግ እንችላለን ግን ቢሆንም እነሱ ራሱ አይወጡትም በጣም የመዋጥ አቅም አላቸው እና የመዋጥ ነገር አለና ከዛ ጋር ተያይዞ እንግዲህ አዶ እግሬ መራመድ ያን ያህል ልምድም የለኝም። አስገዳጅ ከሆነ ግን እንሄዳለን ግዴታ እዛ ጋር ተያይዞ ነው ያለው። እኔ ባዶ እግር ሁኔታ ያው አብዛኛውን ሰዓት መራመድ

ብስክሌት ትጋልብሃለህ ዋው የህ ጥሩ ጥያቄ ነው ብስክሌት እንደውም አንዱን መዝናኛ ነው ብስክሌት ነው ደስ የሚለኝ ከሞተር ቀጥሎ ሞተር መንዳስት ደስ ይለኛልኝ። ብስከሌት መጋለብ ደግሞ እንግዲህ አእምሮዬን ያረጋጋዋል ደስ ይለኛል አንደኛ አካል እንቅስቃሴ እንቅስቃሴ ነው ብስከሌት ራሱን ራሱን ችሎ ደስ የሚል ነገር ነው። ከዚጋር ተያይዞ ደግሞ ብስክሌት ለመዝናኛ ደስ ይላል በተለይ ማታ ማታ አካባቢ እንግዲህ መዝናኛ አስራ አንድ ሰዓት አካባቢ ያሉ ደስ የሚሉ ሁኔታዎች። ከዚህ ጋር ተያይዞ እንግዲህ ብስክሌት እጋልባለሁ ያው ጥሩ መዝናኛ ነው ደስ ይላል አእምሮን ያረጋጋል ደስ ይላል የተጨናነቀ ነገር ያስለቅቃል። እና ብስክሌት በጣም ጠቃሚ ነገር ነው ከሱ በጨማሪ ሞተሮችን እጋልባለሁ አንደኛ ልምዱ ደስ ይላል። ለአንዳንድ ነገሮች ይሆናል። ሁለተኛ ደግሞ ለመዝናኛነት እኔ ምፈልገው ለመዝናኛነት ነው በጣም ብስክሌትም በጣም

ስራህን ትወድ? ስራህን ትወድዋለህ አዎ እንግዲህ አንድ ሰው ስራውን በደንብ ሲወደው ነው ሲያከብረው ነው ሰዓትን ጠብቆ ሲሰራ ነው የተለያዩ ትርፎችን ውጤቶችን ማምጣት የሚችለው የስራ ፍቅር ኖሮትም የተለያዩ ዘርፍ ብዙ ስራዎችን በየጎኑ መስርቶ የተለያዩ ስራዎችን መስራት የሚችለው ከዛው ውጭ ያለው እንግዲህ ለስራው ፍቅር ከሌለው የጊዜ አከባበር ከሌለው የሚደብረው ከሆነ እንደዚህ የሚያስጠላው ከሆነ ገቢ እና ወጭ የሚመጣለት ከሆነ ዝም ብሎ እንዲሁ መልፋት ነው የሚሆነው እና ስራየን በደንብ ሰአቴን አክበሬ ወጭና ገብዩን በደንብ እያሰብኩክ ትርፉን እያሰብኩ ገቢው በደምብ እየጨመረ መሆን አለበት፣ ወጪው የቀነሰ ገቢው የጨመረ ሲሆን እሱ ነው ስራ ማለት ከዛ ውጭ ያለው ግን እኩል ከሆነ ራሱ እንኳን ያሰው እየሰራ አይደለም ምንም መንቀሳቀስ ነገር ከሌለው አስቸጋሪ ነው የሚሆነው ቆይቶ ከዛ መውጣቱ አይቀርም ከዚያ ከገቢው እና ስለዚህ ግዴታ ትርፍ መኖር አለበት ማለትም እንደኔ አስታሰብ እና ትርፉና ገቢው በጣም የተራራቀ መሆን አለበት።

በቤትህ ልዩ የሆነ መቀመጫ አለህ? አዎ እንግዲህ ስራ ምሰራባት አለኝ ጠረጴዛም ወንበርም አለኝ የመድረክ ላይ ስራ የምሰራቸው የምሰራባቸው። በአርሶ አደር ከሆነ እንግዲህ ያሉ መቀመጫዎች ያንያህል እንግዲህ ሁላችን እየተቀያየርን የምንቀመጥበት በአርሶ አደሮች ወደ ስራ ቦታ ሆነን። በቤቴ ግን በከተማ ሳለሁ ግን እንግዲህ ራሴን ችለውኝ መስመር ላይ ምሰራባቸው ስራዎች አሉ ወንበሮች ጠረጴዛዎች አሉ። እዛ ጋር ቁጭ ብዬ ቀኑን እንግዲህ የተለያዩ ሰአቶች በምቀመጥበት ሰዓት የተለያዩ ስራዎችን እሰራለሁ። እዛ ጋር ተቀምጬ ያው እስከምፈልገው ሰዓት እሰራለሁ። ከዚያ በኋላ ሲደክመኝ ደግሞ ወጣ ብዬ ተንቀሳቅሼ ምናምን እመለሳለሁ። ከዚህ ጋር አያይዞ እንግዲህ ደስ የሚለው ሁኔታ ነው ያለው ብዬ አስባለሁ እንደኔ እና አሪፍ ነገር ነው ብዬ አስባለሁ። እኔ እንግዲህ እና የራሱን የቻለ መቀመጫ አለኝ ያው ትንሽ ብቶንም ግን ራሷን የቻለች መቀመጫ አለኝ አሪፍ ናት ብዬ ነው የማስበው እንደኔ ማለት ነው

የሸክላ እቃዎች ትጠቀማለህ? አዎ እጠቀማለሁ። የሸክላ እቃዎች እንግዲህ በተለይ ሸክላ ምጣድ አለን። የሸክላ ወጥ መስሪያ ድስት የምንለው አለ የሸክላ እንስራ አለ የውሃ መያዣዎች እነሱ እነሱ አሉ። በተለይ አሁን አሁን ነው እንጂ ቀደም የድሮ እናት አባቶቻችን የሚጠቀመው በሸክላ ነው። በቃ በተለይ የሸክላ ወጥ በጣም ነው የሚጣፍጠው በጣም ይጣፍጣል። ዶሮ ወጦች ሽሮ ወጦች ሲሰሩ የተለያዩ ወጦች ሲሰሩ በጣም ይጣፍጣልኝ በጣም እንግዲህ ተለይ ተፈጥሮአዊ ነገር ነው። እና እሱም በየት ያለ እንግዲህ እንጠቀማለን ደስ የሚል ነገር ነው ብዬ አስባለሁ። እንግዲህ አሁን አሁን ግን እየቀነሰ ነው። ትንሽ ያው እንግዲህ የተለያዩ ሰው ሰራሽ ነገሮች እየበዙ ስለሆነ ማለት እንደዚህ። አሁን ላይ ምርታቸው ሁሉ እየጨመሩ የሳህኖች ምኖች ብረት ብረት እቃዎች የጨመሩ ስለሆነ እነሱ ነው ብዛት ያሉ ሸክላዎች ቢሆንም ግን ሸክላዎች አሁንም ድረስ አሉ

የድርጅቱን ባህል ትወደዋለህ? አሁን እንግዲህ የድርጅቱን ባህል ትወደዋለህ ማለት እንግዲህ አንድ ድርጅት ባህል ያው የራሱን የቻለ መመሪያ አለው ስነምግባር አለው። መብትና ግዴታ አለው ያው እንግዲህ ግዴታውን ግዴታ መብትና ግዴታዬን ተጠቅሜ ደግሞ እኔ እንግዲህ የተለያዩ ስራዎችን እሰራለሁ። ያው ራሱን የቻለ መመሪያ አለው ያ መመሪያ ተፈራርሜ ነው ስራውን መስራት የምችለው እኔ የድርጅቱን ትወደዋለህ ማለት እንግዲህ ጥሩ ነው። አንድ ድርጅት ሲመሰረት ራሱን የቻለ ሚያስተዋውቅበት አለ። ድርጅት አመታዊ የሚያክርበት ቀን አለ ድርጅቱን የሚዘክርበት አለ። ሰራው የሚሰራበት አለ የራሱን የቻለ የመዝናኛ ጊዜ ይኖረዋል የእረፍት ጊዜ ይኖረዋል ሁሉንም በጣም ብዙ ነገር ያካተተ ስለሆነ። ደስ ይላል እንግዲህ እያየን የምናየው ነገር አንዳንድ ድርጅቶች የምታዩት ነገር በጣም ደስ ይላሉ። ውጤቱን ድርጅት ደግሞ ከፍተኛ ወጤት ሲያስመዘግብ ደስ ይላል የሰራተኞቹ ለሁሉም ደስ ይላል እና እዚህ ጋር ተከታትሎ በጣም ደስ የሚል ሁኔታ ነው ያለው ማለት ነው

አካባቢው ድልድይ አለ አዎ በሚገባ ነው። ያለ ድልድይ እንግዲህ ያው ትንሽ ሰፈራችን ትንሽ ሳብ ራቅ ያለ ከመሆኑ አንፃር ከገበያ ጋር ትራስፖርቶች አሉ። ያው ትንሽ ቢሆን ድልድዮችም አሉ እንግዲህ ያው በጣም ብዛት አይደሉም ሰፊም አይደሉም። ግን ቢያንስ መጠነኛ አሉ ትንሽ ትንሽ ድልድዮች አሉ። ይኸው መኪናዎች ባጃጆች የተለያዩ ታክሲ ነገሮች የሚሄዱባቸው እነሱ ስላሉ ያው እንግዲህ ድልድይ አለ እንደኛ አካባቢ አለ ድልድይ። በእግራችንም ሆነ በታክሲም ሆነ ስነድ እንግዲህ እንደፈለገው ለመሸጋገሪያነት የሚያገለግል ታክሲ በጣም አለ። እንደኛ አካባቢ ደስ ይላልኝ በጣም ትልቅ ተ በጣም ትልቅ ጥቅም አለው። እንግዲህ ድልድይ ማለት በጣም ዋናኛ መሰረት ነው። እንግዲህ ድሮ ችግር ነበረ አሁን ላይ ግን ትንሽ የተሻለ ህይወት እየኖርነ ነው የመሰለኝ

የሽያጭ ግቦች አሉ። አዎ የሽያጭ ግቦች እንግዲህ አሉ። አሉ ሽያጭ ሲባል እንግዲህ ወጪና ገቢን ጨምሮ የሚሄድ ነው እንግዲህ የአንድ ሰው እንግዲህ ወጪ አለው ገቢውን ደግሞ ሂሳቡን አስቦ ትርፉ ምን ያህል ነው? የት ላይ ነው ትርፍ ያለው ወይ ስራው አስኬዳለሁ አስኬድም ያሰራል ያሰራል። ሌሎች ብራንጅ ሌሎች ስራዎችንም በተጓደነ መዘርጋት የሚቻለው የሚለውን ነገር አሳስቦ በጣም ብዙ እቅዶች አሉ ታዞ ጋር አሳስቦ እንግዲህ ሲከድ ያው ተለያዩ ውጤቶች ተከትሎ አስረው አሪፍ እንደሚሆን አስባለሁ። ያኔ እንግዲህ እቅዶች ተከትዬ ነው የምስራው አለም የምሰራው እቅዶችን አርፈህ ወጭና ገቢውን ተመጣጣኝ አድርጌ ያው አሪፍ የሆነ ገቢ ካለው ስራውን በደንብ ሰፋ ለማረግ እሞክራለሁ። ገቢዋን ያላድካሚ ከሆነ ደግሞ እንግዲህ ስራውን ቀየስ እየሰርጎ በሌላ መንገድ መስራት ነው አማራጩ ማለት ነው።

ዝናብ ሲዘንብ ምን ታደርጋለህ? ያው እንግዲህ ዝናብ ሲዘንብ እንግዲህ ያው ቤት ጋር ቁጭ ማለት ነው። አማራጭ ያው ዝናብ ሲዘንብ ትንሽ ለስራ አመች አይደለም። ያው ብርድም አለው ንፋስም አለው ውርጭም አለው የተለያዩ ነገሮች አሉ ገጠር ላይ ከሆና እንግዲህ ያው ትንሽ ስራ ብዛት ካለ ልንሰራ እንችላለን ግን ቢሆንም ዝናቡ አሰሪ እንደ ዝናቡ መጠን ይለያያል። ዝናቡ ቀንስ ያለ ከሆነ ልንሰራ እንችላለን። ያው ብርድ ካላሉ ምናምን ካልለው ነው አዛ ውጪ ግን በጣም ዝናቡ በጣም በዛ ያለ ከሆነ የተለያዩ ብርዶች ንፋሶች የቀላቀለ በረዶ የቀላቀለ የሆነ ንፋሶች ካሉ ያው እንግዲህ በዝናብ ሰዓት ሲዘንብ ምን ታደርጋለህ ነው? ጥያቄው ግን ቁጭ ብሎ ወሬ ማውራት የተለያዩ ነገሮችን ቁጭ ብለን ማየት ካልሆነ። የውጭ ያለው ስራዎችን የውጭ ስራዎች በተለይ የሚያሰራበት ጊዜ አይደለም ትንሽ ዝናቡ የሚያግድበት ሁኔታ ነው ያለው። ማለት ነው።

የስራ አሰራሮችን ትከተላለህ አዎ በደንብ ነው የምከታተለው የምከተለው ማለት ነው። የስራ አሰራር ትከታተላለህ የሚለው አው እንግዲህ ስራዎችን በደንብ እየተከታተልኩ ምን ላይ እንደደረሱ የእያንዳንዱ ምን ያህል ፐርሰንት እንደደረሰ? እቅዶችን እያሟላ ነው ታይም ታይም የታይም የሰዓት ገደቦችን እንዴት እያደረገ ነው እያሟላ ነው የሚለውን ነገር ያን በደንብ ተከታትዬ ነው። እንግዲህ ስራዎችን መስራት የምችለው። ከዛ ጋር እንግዲህ ምን ያህል ግብ አሟለው። ከተሰጠኝ ፐርሰንት ምን ያህሉኝ እየሄድኩ ነው የሚለውን በተለይ የገጠር ስራዎችን ከሆነ በደንብ እየተከታተልን እናየዋለን። የመድረክ ስራዎች ከሆነም እንዲሁ በዚሁ በሰጠን ሰዓት ገደብ። እያንዳንዱን ቶሎ ቶሎ ስራታችንን ሰርተን ለሚመለከተው ሰው ማድረስ አለብን። በጊዜ ገደቡ እና ብዙም የስራ የስራ አሰራሮች ትከታተላለህ ለሚለው በደንብ የምከታተለው እቅድ ያስፈልጋል። እቅድ ካልሆነ ስራ መስራት ስለማይቻል እቅዱ ስላለ እቅዱን ግዴታ ማየት አለብኝ ማለት ነው። እና በዕቅዱ መሰረት ነው ስራዎችን የምከታተላቸው

እድለኛ ነገር አለህ እድለኛ ነገር አለህ ማለት እንግዲህ እድል ማለት ጥሩን ነገር ነው ሰው ሲወለድ የተሰጠው ነገር አለ እድል አለ። ያው እንግዲህ አንዳንዱ እንደተለመደው አንዳንዱ እድለ ደረቅ ሚባል አለ አንዳንዱ እድለ ቢስ ሚባል አለ የመሃል ደግሞ እድል ያለው ሰው አለ የነገሮች ቶሎ ይሳኩለታል። እንግዲህ እድለኛ ነገር አለህ ሚል ነገር እኔ እንግዲህ እስካሁን ጥሩ ነገር አለ ብዬ የምኖረው ተመስገን ነው አሪፍ ነው ደስ ይላልኝ። ግን የመጣ አሪስ የመጣልኝ እድል አለ ብዬ እንግዲህ አላምንም። እስካሁን የለም እስከሰራሁት ድረስ አገኛለሁ እያልሁ ነው የማስበው። እንግዲህ ፈጣሪ የተለያዩ ነገሮች ነህ ፈጥሮ ሁሉን ነገር አሟልቶ ሰጥቶናል ይሄ ትልቅ እድል ነው። አዛ ውጪ ግን ሰርቶ ጥሮ የተለያዩ ነገሮችን ችግሮችን ፈቶ ማቅረብ ለሰዎች ጠቃሚ ነገሮችን አቅርቦ ገቢ ማኘት የራሳችን ፋንታ እስከሆነ ድረስ። የራሳችን ድርሻ እስከሆነ ድረስ እንግዲህ እስከአሁን ድረስ የተለየ እድል አለ ብዬ እንግዲህ አላምንም እስከሰራው ድረስ ማገኝበትም አጋጣሚ አለ። ሰርች እንኳን ብከሰር ደግሞ መንገዱን ቀይሮ መስራት ነው የሚያው

በብእር ወይስ በእርሳስ ትጽፋለህ? በብእር የምጽፈው እንግዲህ አብዛኛውን ሰዓት የምጽፈው በብእር ነው እርሳስ የሚያስፈልግበት ጊዜ አለ። ግን ያው እብዛኛው ሰዓት እንግዲህ በብእር የምጻፈው ቀለም ስለሚመውጣው እሱ ያው ትጻፋለኝ ያው በጥንቃቄ እስከ አስቀመጥነው የተጻፍነው ነገር በጥንቃቄ እስከ አስቀመጥነው ድረስ ለተለያየ ለብዙ ዘመናት ጊዜ ይኖራል አብሮ አኛ ጋር የሚኖር ነገር ነው በጥራት ከያዝን ማለት ነው። ካልያዝንም ደግሞ የሚጠፋበት አጋጣሚ አለ እርሳስ ደግሞ ለተለያዩ ዲዛይኖች ለተለያዩ ስራዎች ይውላል። የተለያዩ ዲዛይኖችን አውጥተን እስከሚስተካከል ድረስ እየሰራን እያጠፋን እየሰራን እየጠፋ ሲተካከል የምንተዋበት ነገር ነው ያለው እሱም በጣም ጠቃሚ ነው። እንግዲህ አብረው የሚሄዱ ነገሮች ናቸው ግን በብዛት የምጠቀመው እኔ እርሳስ ነው እንግዲህ ማለት ብእር ነው። አብዛኛው ሰዓት የምትጠቀመው ብርን በጣም ጠቃሚ እንደሆነ ነው አድርጌ ምወስደው እንግዲህ እርሳስም እንግዲህ የራሱ የሆነ አስተዋጽኦ አለው

የምትወደው ሬስቶራንት የት ነው? የሚል ጥያቄ አለ እንግዲህ እኔ የምወደው ሬስቶራንት ያው እንግዲህ ደስ የሚል ባህር ዳር የምወደው አንድ ሬስቶራንት አለ እሱ ጋር እንግዲህ ደስ የሚል ነገር አለው። የተለያዩ በጣም ብዙ ነገሮች ምግቦች አሉ በፈለግነው መልኩ እንግዲህ በጣም በጣም ተመረጥን በውጭ የሚባል ነገሮች አሉ። እሱ ጋር እንግዲህ ባህር ዳር አለ ሆሊውላንድ የሚባል ሆቴል አለ ኢንተርናሽናል ነው እና ደስ የሚል ነገር ነው አለም አቀፋዊ ነገር ነው። እና በጣም ደስ የሚል ምግብ አሉ የተለያዩ የምንፈልገው ምግብ የተለያዩ ምግቦች በቃ በአይነት በአይነት ያሉ። እኛ እስካወቅን ድረስ ምግቡን መመገብ የምንችለው ነው እንግዲህ ከእሱ ጋር ተያያዞ ሆሊላንድ ደስ ይለኛል። ቅዱስ ጎርጊስ አካባቢ ደግሞ የሚሸጡ አሉ እነሱም በጣም ደስ ይላሉ የምንፈልገው በተለይ የአሳ ምግቦች በጣም ይመረታሉ። ባህርዳር የአሳ ምግቦች እሱ ጋር ተያይዞ እንግዲህ የአሳዱለቶች የአሳስጋዎች የተለያዩ ወጣ ደስ የሚሉ ያሉ ሁኔታ። እና ባህርዳር ነው እንግዲህ በጣም ምርጥ ምርጥ ሪስቶራንቶች አሉ ከእሱ ጋር ነው እንግዲህ የሚፈልገው። እንግዲህ በተለይ እየገጠመኝ እየሄድኩ ምመገባቸው ከዚያ ስለሆነ የተለያዩ ምግቦች አሉ እና በጣም ደስ ይለኛል

የአካባቢው ገበያ እንዴት ነው? የአካባቢያችን ገበያ እንግዲህ እንደሚታውቀው ገበያ እንግዲህ መሸጥ መለወጥን የሚያካትት ሲሆን። አንዴ ሊቀንስ አንዴ ሊጨምር ይችላል ወቅት አለው እና ተፈላጊነቱ የሚጨምር ሰዓት ወደ ሌሎች ቦታ የሚንቀሳቀስ ሰዓት ይጨምራል። ተፈላጊነት ደግሞ ሲቀንስ እንግዲህ ምርቱ በዛ ሲሄድ የሚጨምርበት ምርቱ እንስ ሲል ያው ገቢውም የምትጨምርበት ምርቱ ሲጨምር ደግሞ ገቢውትን እዚህ የሚልበት ሁኔታ አለ። እኛ አካባቢ እንግዲህ ገበያው መካከለኛ ብዬ ነው የማስበው። ትላንት በጣም ብዙ ምርቶችን ይመረታሉ ባጠቃላይ። አንዳንድ ችግኞች አሉ በጣም የሚጨምሩ በተለይ በምርት ሁኔታ አንዳንድ ገቢዎች ለምሳሌ እንደ በርበሬ በጣም ይጨምራል። ሌሎች ግን ተመጣጣኝ ዋጋ ነው ያለው ያሉት እንደ ሽንኩርት አይነት ትንሽ ደህና ናቸው ግን ሌሎች በጣም አነስተኛ ናቸው ደስ ይላሉ። በተለይ በርበሬ ትንሽ ከፍተኛ ዋጋ አለው እና ሌሎች ገቢዎች ደና ናችው እንደ አጠቃላይ ግን የገቢው ሁኔታ አሁን ከጊዜ ወደ ጊዜ በጣም የጨመረ ነው። በተለይ ወደ ሱቆች ነገሮች እንደዚህ የሱቅ ምርቶች አጠቃላይ እነሱ በጣም የጨመረነው። የምርት ገቢያዎች ግን የሰብል ምርቶች ግን ትንሽን ይሻላሉ ደህና ነው ተብሎ የምታስበው

ኮኮቦችን መመልከት ትወዳለህ? እንግዲህ ኮኮቦችን መመልከት በጣም ደስ ይላልኝ። ያው በተለይ ማታ ማታ ነው የምናያቸው እንግዲህ ኮኮች ማታ ላይ ከጨረቃ ጋር አብሮ ደምቅው ነው የሚወጡ። ገጠር ላይ ሳለነ በተለይ በጣም ደስ የሚል ሁኔታ አለው። ጨረቃዎች ኮኮች ብርሃኖች ድምቅ ብሎ ስናየቸው ማታ ማታ ላይ በጣም ደስ የሚል ስሜት አለው እና ኮከብን ማየት በጣም የሚወስድስት ነገር ነው። ያ እንግዲህ ሆን ብለን አናያቸውም ያው ፈልገን አናያቸውም እንግዲህ ገጠመኝ በተለያየ ቦታ። በማሳዎች በመስኮች ስናምሽ የተለያዩ ሰበሎች ስንሰበስብ ምናምን በዚያ ነው እንግዲህ የምናያቸው እንጂ ወይም ከቤት ቆይተን ከቤት ውስጥ ቆይተን ወደ ውጭ ስንወጣ ምናምን የምናያቸው እንጂ ሆን ብለን ያን የመመልከት እንትን የለውም። ይሄው ድሮ በህፃንነት ስነመለከት ነበር። ኮኮቦች እና አንዱ ትልቅ አንዱ ትንሽ እንዲህ በይታ በህፃንነታች ሳለን የሚመስሉና አንዳንዶች ደግሞ የሚጓዝበት አለ። የዉን እንግዲህ ኮኮቦዎች እያየን እንድሰት ነበረ አሁን ላይ ግን ትልቅ ትልቅ ስለሆን ያው ማየት ፍላጎት ላይ ነው ያለው። ግን እንዲገጠመኝ እናያቸዋለን እና ኮኮቦች ደስ ይላሉ ከጨረቃ ጋር አብሮ ተዋህዶ ስናየቸው በጣም ደስ ይላሉ

ሳንደል ትለብሳለህ አዎ በጣም ነው የምወደው ሳንደል። ሳንደል እንግዲህ ያው ክፍት ጫማዎችን ብየ ነው እምወስደው እኔ እንግዲህ እና ጥሩ እነሱ ጥሩ ናቸው ከሙቀት ይከላከላሉ ያው ለእግር ነጻነት ጥሩ ናቸው። እና እንግዲህ እነሱ ነገሮች ጥሩ ናቸው ሳንደል በጣም እምወደው ከድሮ አንስቼ እለብሳለሁ አሁን ራሱ እለብሳለሁ። እና እነሱ ነገር ክፍት ስለሆኑ ጫማዎች ደስ እሚሉ ነገር አላቸው ሙቀትን ይከላከላሉ በብርድ ሰዓት ደግሞ ሌሎችን ሽፍን ጫማዎችን እንለብሳለን። አብዛኛው ግን ቀን ላይ ምናምን እንደዚህ ከፈት ያሉ ጫማዎችን ስንለብስ እነሱ ጥሩ ጥሩ ነገሮች አላቸው ያው እንግዲህ ከሙቀት ጋር ተያይዞ በጣም ጠቃሚ ናቸው። እግርን ለመታጠም ሆነ የተለያዩ ነገሮችን ለማድረግ እንግዲህ በቀን ላይ አሪፍ ናቸው ለወለልም እንዲሁ ቤት ላይ ውስጥ ቤት ላይ ውስጥ ለመንቀሳቀስ ለሽንት ቤት ለመታጠብ ምናምን እሱን በጣም ይጠቅማሉ። እና እንደ አጠቃላይ ግን ሳንድል ትለብሳለህ አዎ በጣም ነው እምለብሰው በጣም ነው እምጠቀመው

በስራ ቦታ ጓደኛ አለህ? አዎ ጓደኛ አለኝ በጣም አለኝ ጓደኛ በተለይ በገጠራማ አካባቢ ባሉት በጣም ብዙ ጓደኞች አሉ። የተለያየ ሰብሎች ስለምናመርት ተለያዩ አህሎች አትክልት ስላሉ በጣም ተለያዩ ጓደኞች አሉ እንግዲህ አብረን በጋራ የምንሰራው አብረን በጋራ የምናመርጠው ስራው ብዙ ስራ ሆነ በድ በቡድን ስለምትሰራው በጣም ብዙ ጓደኛ አሉ ከዚያም አልፎ ደግሞ እንግዲህ በተለያዩ ፕሮግራሞች የምንገናኝ ለምሳሌ በንጎ አድራጎት የምንገናኝ የሰፈር ልጆች አካባቢ ልጆች አሉ አብረን በስራ ምናምን ያው በትምህርት በትምህርት ቦታ ብንራራቅም እንግዲህ የሆነ ክረምት ላይ እንደዚህ በተለያዩ ጊዜያት ደግሞ እየተገናኘን አብረን እናወራለን አንድ ሰፈር ስለሆነ በተለያዩ ጊዜያቶች ስንመጣም እየትገናኘን እናወራለን ያለውን ነገር ሁኔታውን ኑሮ አጠቃላይ ምን እንደሚስል ስራ ትምህርቱ ሁሉን ነገር እያወራ ነው በአንድ ላይ የምናሳልፍበት አለ ያው ሻይ ቡና እያልን ተለያዩ ዝግጅቶች እያዘጋጀን እንገናኝበታለን እና ስራ ጓደኛ አለህ? አዎ በጣም አለኝ። ከዚህም አልፎ ደግሞ በመስመር ላይ መድረክ ለምሰራችሁ ስራዎች ላይ ደግሞ የተለያዩ ጓደኞች አሉ ሀሳብ እንቀያየር እንድገገፉ አንዱን ስራ ሲከብደው የምንተጋገዘው እና እንግዲህ ጓደኛ በጣም ብዙ ቦታ ነው ያለኝ

ገንዘብ ትቆጥባለህ አዎ በጣም ነው የምቆጥበው ገንዘብ። እንግዲህ ገንዘብ ነው ገንዘብ የሚያስመስለው መቆጠብ ነው አዎ ብዬ ነው የማምነው እኔ። ያገኘነውን ገንዘብ በትክክል ከተቀ ከተጠቀምንበት ያው እንግዲህ ዋነኛው ጥሩ ነገር ብዬ ነው የማስበው እንግዲህ ዋናው መቆጠቡ ላይ ነው። ሰው እንዲሁም ከሚያገኘው ገንዘብ ይልቅ የሚቆጥበው ነው። በጣም ብዙ አግኝቶ በጣም ብዙ ቢያወጣ ትርጉም የለውም። የሚያገኘውን ገንዘብ ግን በስርዓት ተቆጥቦ ከሚውሉበት ቦታዎች ከሚፈልገው ቦታ በትክክል በስራ ካዋለው እያንዳንዱን ገንዘብ በቃ ገንዘብ ገንዘብ ይመስላል። እዛ ውጭ ያለው በጣም ብዙ ብናገኝም በማንፈልገው ቦታ ሁሉ ዝም ብለን እንዲሁ የምናወጣው ከሆነ ያው ገንዘብነቱን ያጣል ማለት ነው። ስለዚህ ገንዘብ ትቆጥባለህ? አወ በጣም ነው የምቆጠው ከምፈልገው ነገር ላይ ብቻ አወጣለሁ ከዛ ብቻ አለው ግን ገንዘቤ እንዲወጣ እኔ አልፈልግም ማለት ነው። እና ገንዘብ ላይ በጣም ጥንቃቄ አለ ብዬ የማስበው እንደኔ

ብርቱካን። ብርቱካን ማለት እንግዲህ አንድ የአተክልተ ዘር ነው እንደ ስሙ ይወሰዳል ያው እንግዲህ። ብርቱካን ካሉት ፍራፍሬዎች ወይም አትክልቶች እንግዲህ ከፍራፍሬዎች የሚመደው ሲሆን ብርቱካን በጣም ለጤና ጠቃሚ ነው። ለሀይልን ሰጪነት አብሮ ያገለግላል በብርቱካ ማለት እንግዲህ በጣም ጠቃሚ ነው ለጤና በጣም ተመራጭ ነው አትክል ነው ደስ የሚለው ሲመገቡት በጣም ደስ ይላል። እንግዲህ ብርቱካን ማለት በጣም ደስ የሚል ነገር ነው እኔ የማውቀው። እና ብርቱካን እንግዲህ ለተለያዩ በሽታዎችም ጥቅም ይውላልኝ ይኸው ይከላከላል። ብርቱካን በጣም ምርጥ የሆነ ደስ ይሚል አትክልት ነው። በየቀኑ አንድ አንድ ፍሬ ብንመገብ ወይም በሁለት ቀን በሶስት ቀን ብነመገብ ለጤናችን ጠቃሚ ይሆናል ከተለያዩ ፍሬዎች ጋር አብረው እያደባለቅን ማለት ነው። እና ብርቱካን ጥሩ ማአዛ ያለው ለሰዎች ተስማሚ ነው ብዬ ነው የማስበው እኔ ብርቱካን በዚሁ አጋጣሚ እኔ እመገባለው ያው። ዋነኛነት ምግቤ ሙዝ ቢሆንም ምርቱካንን ግን በጣም እወዳለሁ። እኔ በጣም ደስ የሚለኝ ብርቱካን ማለት ነው። እና ብርቱካንም በጣም ተፈላጊ ነው በዚህ በአሁኑ ላይ ባለው እንቅስቃሴ እና ብርቱካንም እኔም አምርታለሁ እመግባለሁ። ሙዝ በአብዛኛው ብመገብም እነ ብርቱካን ጥቅም በጣም ብዙ ነው ብዬ ነው የማስበው። እንደኔ

ስለተገናኘን ደስ ብሎኛል ያው እንግዲህ ስለተገናኘን ደስ ብሎኛለኝ ያው እንግዲህ ይሄን ስራ እንግዲህ ያው ስላመጣችሁልነ ስለፕላትፎርም እናመሰግናለን። እንግዲህ ቀሪ ስራዎችን የተለያዩ ስራዎች እንደምንሰራ ተስፋ አለኝ። ይሄና እንግዲህ ስለተገናኘን ደስ ብሎኛል ያው እንግዲህ ሰላምታ ጥሩ ነገር ነው ብዬ የማስበው። እኔም እናየው እንግዲህ ስለተገናኘን ስለተዋወቅን አጠቃላይ ስላለው ነገር ስለ መረጃው ሁሉ ስለ መመሪያው ሁሉ እንግዲህ እኛም እናመሰግናለን። እንግዲህ ያለውን ነገር። ጥሩ የተለያዩ ስራዎችን እንድንዳስስ ሀገር አድርጋችሁናል ያው እንግዲህ ጥሩ ነው ብዬ አስባለሁ። ቀጣይ ደግሞ የተለያዩ ስራዎችን እንደምሰራ። ሰው ሲገናኝ እንግዲህ የተለያዩ ስራዎችን ይሰራልና የተለያዩ እቅዶችን ያወጣል። አብሮ ከአንዱ ከአንዱ እየተጋገዘ አብሮ የሚችለውን አብሮ እየተያወሩ እየተሳደፈ እየተሳተፈ የተለያዩ ነገሮች የምንሰራበት ነገር ነው። እና እና ሰው ከሰው መገናኘት በጣም ደስ የሚል ነገር ነው። እና ተለያዩ የግልያዎችን ይሁን እንደ አጠቃላይ አንድ ተቋም ሆነ ያሉ ስራዎችን። መረጃ የምንቀይርበት ነው። እና ደስ የሚል ነው። እንግዲህ መገናኘት ራሱን የቻለ ቁም ነገር ነው ብዬ ነው የማስበው

ብስክሌት። ብስክሌት ማለት እንግዲህ ያው ትንሽዬ መጓጓዣ አይነት ብትሆንም ብስክሌት እንግዲህ በጣም ጠቃሚ ነች ከስሟ አንደምንረዳው ብስክሌት በጣም ትንሽዬ ብትሆንም ግን የተለያዩ አላማዎች ነው የምትውለው በተለይ ለእግርጉዞ ረጅም ለሚሄዱ ሰዎች ብስክሌት ቢጠቀሙ በጣም ይመከራልኝ እና ያው እንግዲህ ከዚህ ጋር አያይዞ እንቅስቃሴ ራሱ በጣም ምርጥ ነው። ጠዋት በተለይ ምስክሌት የሚነቃቀሰው የሚንቀሳቀሰው በሀኪሞችም ደረጃ ይመከራል ብስክሌት እንደ አንድ የአካል እንቅስቃሴ ስለሚታይ በጣም ጠቃሚ ነው። ያለው ሁኔታ ምናምን ብስክሌት እወዳለሁ። በዚህ በዚህ አጋጣሚ ለመዝናኛም እጠቀማለሁ ለተለያዩ ነገሮች እጠቀማለሁ እና ብስክሌት በጣም ጠቃሚ ነው ብዬ ነው የምወስደው እኔ

አዲስ አመት እንዴት ታከብራለህ? አዲስ አመት እንግዲህ ያው እም አሮጌው ዘመን አልፎ አዲሱ ዘመን የሚተካበት ስለሆነ እስከሆነ ድረስ ያው አዲስ አመት ማለት በጣም በደማቅ ሁኔታ የሚከበር ነው እንግዲህ አዲስ አመት ማለት ሃይማኖትን አይለይም። ሁሉም እም በሚያምንበት ደረጃ ነው የሚያከብረው እና እንግዲህ አዲስ አመት ማለት ራሱን የቻለ መገለጫ አለው። እንደኛ እንደ ኢትዮጵያ እንግዲህ አዲስ አመት የሚከበረው መስከረም አንድ ቀን ነው። እ መስከረም አንድ ቀን ነው። እንግዲህ ዘመን አቆጣጠራችን በዚህ የተነሳ የራሱን የቻለ መገለጫ አለው። እ የተለያዩ መጽሐፍት አስተምሮቶች አሉ እናት አባቶች ሲያስተምሩ እና የተለያዩ መምህሮች ያስተማሩነ መስከረም አንድ ቀን ነው። እንግዲህ መጽሐፋችን ሃይማኖታችን እንደሚያዘው። እና አዲስ አመት ሲመጣ እንግዲህ ሁሉ ቤተሰብ አብሮ ያከብራለኝ የተገኘው ቤት ያፈራውን የተለያዩ ምግቦችን አዘጋጅቶ ተለያየ በየአይነት ምግቦችን አዘጋጅቶ አብሮ ከልጆች ጋር ከ ከጎረቤት ጋር አብረን ድምቅ ባለ ሁኔታ የምናከብርበት ነው። ደስም ይለናል ፈጣሪያችን እናስደስታለን ብለን በበዓሉ እንግዲህ አብረን በጋራ ተሰባሰብን የተቸገሩት የምንደርስበትን እ ገር ነው እንግዲህ ያሰብነው የምንውለው። እና አዲስ አመት ለኔ በጣም ልዩ ነው። የምወስደው እንግዲህ አዲስ አመት በጣም ደስ የሚል ዋዜማ ነው። እ በጣም ደስ የሚል እ እ ባዓል ነው ብዬ ነው

አዋራ ችግር ይፈጥርብሃል አዎ አልፎ አልፎ ችግር ይፈጥራል። አዋራ እንግዲህ ህፃን አላስፈላጊ ነገር እና አዋራ ማለት በተለይ የቤት ጋር የሚመጡ አዋራዎች አሉ። የተለያዩ ንፋሳት በሚነፍሱበት ጊዜ እንግዲህ በተለይ ወለል ላይ የተለያዩ እቃዎች ላይ ብናኞች ይመጣሉ ንፋሶች በምነፍሱ ሰዓት ከፍተኛው ንፋስ ሲነፍስ እንግዲህ አዋራ ይረብሻል ግድ ነው። አዋራ ያው እንግዲህ የተለያዩ ማሳዎች በተለያዩ ምርቶች በማመርትበት ጊዜ እዛ ጋር ገጠር ላይ እንግዲህ አዋራ የተለመደ ነው። እሱ ችግር የለውም። ከተማ ሲሆን እንግዲህ የተለያዩ እቃዎች ጋር ይነፍሳል ቤቶች ጋር አልጋዎች ላይ ምናምን የመቡነን ባህሪያ አለውና። አዋራ አዎ ችግር ይፈጥራል በጣም ይፈጥርብኛል። አልፎ ተርፎ እንግዲህ ብዙ እቃዎችን ያው ቶል ቶሎ አልጸዱ አዋራ ያው ትንሽ አስቸጋሪ ነው የሚሆነው እና እና አዋራ እንግዲህ በሁሉም ቦታ አለ። በተለይ የኢትዮጵያ ሀገራችን እንግዲህ አብዛኞቹ የገጠራማ ቦታ እስከሆንን ድረስ አቧራ በጣም ብዙ ቦታ አለ። የመኪናዎቻችን ራሱ መንገዶች አብዛኞች አዋራ ናቸው። ከተማ ውስጥ በጣም አዋራ ነው የሚገርመው ማለት ነው። እና አዋራ በጣም ብዙ ችግር ይፈጥራል ያው እንግዲህ ቶሎ ቶሎ ማጽዳት ነው። እንግዲህ አማራጭ

የድርጅቱን ባህል ትወደዋለህ? አዎ እንግዲህ የድርጅቱን ባህል እንግዲህ ድርጅቱ እንግዲህ የሚወጣቸው ራሱን የቻለ የሚያከብራቸው ነገሮች አሉ። ሴቶች አሉ፤ የራሱ የሆነ ራዕይ አለው ተልእኮ አለው፤ የስራው ስራው ምን እንደሚመስል፤ ጠቅላላ ግቡ ምን እንደሚመስል ራሱን የቻለ መነሻ አለው፤ እና ድርጅቱን ባህል እንግዲህ በጣም እወደዋለሁ። እኔ አንድ ድርጅት ጋር ለምሳሌ ስሰራ ድርጅቱ በሚያዘኝ መሰረት አክብሬ ሁሉ ነገር መፈጸም ያለባቸውን ስራዬን አክብሬ እየሰራሁ ከባልደረቦች ጋር እየተገባባው ነው የምሰራው። እና ድርጅቱን ባህል ትወደዋል ማለት እንግዲህ ያው ግዴታ ነው። ለድድርጅት መመሪያ መሰረት አክበረን ነው የምንሄደው ተፈራርመን እስከሄድን ድረስ በአሁን የማያክበር ግዴታም አለብን። አብረን እንግዲህ ለድገቱም አብረን መጣር አለብን። አብረን በጋራ ሰርተን በፍቅር በሰላም እየሰራንም ያው ድርጅቱ እስከሚፈልገው እድገት ድረስ ቶሎ ቶሎ እንዲያድግ የኛም የኛም የራሱን የቻለ አስተዋጽኦ አለ ብዬ አስባለሁ። እንደኔ እንግዲህ ድርጅቱን በሚፈልገው መንገድ እንግዲህ ያው በተቀረጸለት መንገድ መመሪያ መሰራት ያው ለእድገት እስኮ ከቆመ ድረስ ይሰራ እኔም እንግዲህ እንዲያድግ እኔም ራሴን አስተዋጽኦ አደርጋለሁ ብዬ ነው የማስበው።

የምትወደው ከተማ የት ነው? እንግዲህ የምወደው ከተማ ኢትዮጵያ ውስጥ አዲስ አበባ ነው። እንግዲህ በጣም የምወዳት ከተማ አዲስ አበባ አዲስ አበባ እንግዲህ በብዙዎች ዘንዳው የተወደደች ነው የተንቀሳቀሰች ነው ሁሉ ነገር ከተማው ያደገን ወደ ውጮች አይነት ዲዛይኑ ወደእዛ እያመራነው። የተለያዩ ነገሮች እንግዲህ በጣም ተሻሽለዋል ከጊዜ ወደ ጊዜ ህዝቦችም እያደጉ ነው። ያው እንግዲህ ደስ እምትል ከተማ ነች። ከእሱ ቀጥሎ የሚለው ከተማዎች ማለት በግል ደረጃ የእንግዲህ ሀዋሳ ማለት ባህርዳር ማለት ባህርዳር በአጋጣሚ እንደ ቅርቤ የነች ባህርዳር ሁሌንም አተኝ። አቃመጧ አየር ፀባይዋን ነፋሻማ ውሃዋማ የተለያዩ። መልካም እሮች ስላላትኝ ባህርዳር በጣም ደስ ይላል። በተለይ በውሃ ተከባቢዎች በመሆኗ እሱ ልዩ አድርገታል እና። የተለያዩ ሰዎች ቱሪስቶች መጥተው ባርዳር በጣም ወዷት ይኖሩባታል አለኝ ጎበኟት አለኝ። እና ባርዳርም አለች እሺ መጀመሪያው እንግዲህ አዲስ አበባ ብወደውም። ባህርዳር ደግሞ አለች እሷንም በጣም ደስ ትለኛለች ቅርብ ከሆነ አንፃርም ሁሌን መድባት በጣም እወዳታለሁ ማለት ነው

ምን? አዲስ ነገር መማር ትፈልጋለህ ያው አዲስ ነገር መማር እንግዲህ ከእለት ወደ እለት ነገሮች እየጨመሩት ለመጡ አዲስ ነገር ብማር ብዬ የማስበው እንግዲህ በመድረክ ላይ ያሉ ስራዎችን ነው። እነሱ ጋር የተለያዩ አዲስ ነገሮችን የምማራቸው አላቸው እኔ ራሴ የመረጥኳቸው። ያው በስነ ጽሁፍ አብዛኞት ስራዬ ቢሆንም ወይ ቢሆንም ግን አዚያ ቀጥለው መሻሻለሽ ነገሮች በጣም ብዙ አድርጉት ከእሱ ቀጥለው ለሁለተኛ አድርጌ። የተማርኩ የተለያዩ ስራዎችን የምትሰራ አዲስ ይለኛል። እና ወይ ሰዓት አዲስ ነገር አሁን በጣም ብዙ ነገር ተፈጥረዋል በተለይ ሰው ባስተዋወቅኩት ነገሮች ሲተላይ ፕሮግራሞችን መስራት እነሱ ፕሮግራሞችን ከሰራሁ በሌላውም በጣም መስራት ስለሚችል። ከእሱ ጋር እያየሁ በፕሮግራሞች መስራት እንደዚህ ቪዲዮ ነገሮች ኢዲቲንግ ማድረግ እነሱ ስመሰራ በጣም ደስ ይለኛል ማለት ነው

የጨረቃ ብርሃን ትወዳለህ? አዎ የጨረቃ ብርሃን እንግዲህ ደስ የሚል ነው። በተለይ ባደግንበት ገጠር አካባቢ እንግዲህ ጨረቃ በጣም ተወዳጅ ለ ገበሬዎች በጣም ከምንም በላይ እንፈልጋታለን። ተላያዩይ ስራዎችን እንሰራለን ምሽት ላይ ያው እንግዲህ ተላያዩ ቡድናችን አሉና በጋራ መሰረት ስራዎች አሉ። እሱ ጋር ተያይዞ እንግዲህ ጨረቃ ብርሃን ስለምሰጠን ልክ እንደ ጸኡአይ በጣም ብዙ ስራዎችን። ሙቀት ስላለው ደስ ይላል የምንሰራበት ነው። ያው እንግዲ ጨረቃ በጣም ተወዳጅነት እየልም የምፈልገው እኔ እንግዲህ የማምነው እኔ የጨረቃ ብርሃን ለገጠር በጣም ወሳኝ እና ወሳኝ ናት። እንግዲህ ያው የጨረቃ ብርሃን ትወዳለህ? አዎ በጣም ነው የምወድበት በተለይ ገጠር ላይ ስሄድ ተላይ የማታውስ አለማ ተላይ ምርቶችን ሳመርት በጣም እፈልጋታለሁ። ከተማ ላይ ስሆን ግን ያኔ አለ እንግዲህ ተፈላጊነቷ መብራት እስካለ ድረስ ያው ጥቅም አላት ግን መብራቶ ስላለ ድረስ ያኛል ሰው ብዙ መብራት ብለው ትላለች። ለገጠር ግን በጣም መነፅር ናት እንግዲህ ልክ እንደመነጽር ነው ደስ ይላል የምታበራን እና በጣም የምወዳት ጨረቃን ማለት ነው። ሊደረጋት ጥቅም በጣም ብዙ አለው እኔም እወዳትአለው

ጨው ብዙ ትወዳለህ? ጨው ፍላጎት እንኳን ያን ያህል የለኝም ብዙም አይደለም ያው በትንሽዬ ነው የምወደው ምክንያቱም የጨዋ ብዛት ለተለያዩ በሽታዎች ስለሚያጋልጥ ለኩላሊትም ሆነ ለጨዋራ ነገሮችም ሆነ ብዙ ነገር ያው አለው ሲበዛ ጥሩ አይደለም የጣፋጭነቱ ታውቃለህ በጣም ብዙ ለጣፋጭነት ይታውቃለኝ ግን ያው ሲበዛ ደግሞ በጣም ብዛት ሲኖሩ መጣው ሲጨምር ለተለያዩ በሽታዎች ስለሚያጋልጥ እንግዲህ ጨው መጠቀም አቅሜ እንደኔ የሚፈልግ ሰው አለ በጣም ብዙ ሰዎች ጓደኞች አሉ ጨው በዛ ያለለ ያለበት ምግብ የሚወዱ አሉ፣ እኔ ግን እንደ አጠቃላይ ያው ጨው በመካከለኛ ወይም ትንሽ ሲሆን ነው ደስ የሚለኝ ብዙ ፍላጎት ያን ያህል ነው ብዬ ነው የማስበው እኔ ጨው ያን ያህል ፍላጎት የለኝም እንግዲህ እኔ ጨው ፍላጎቴ ትንሽ መጠኑ ቀነስ ያለ ነው ያው ትንሽዬ ነው የምጠቀመው እንግዲህ ለምፈልገው ነው ያው ለጨጓሬ ለኩላሊቴ ስለምፈልገው ያው አልፎ ተርፎም ለልብ ድካም ትንሽ ስለሚሰማ ያው እንግዲህ እንደ አጠቃላይ የጨው መጠኖችን ቀነስ አድርጌ ነው የምጠቀመው እንደኔ እንዴ የራሴ ፍላጎት ነው እንግዲህ የሰው የራሱ ፍላጎት ሊኖረው

አይስክሬም ትወዳለህ? የእንግዲህ ከዚህ በፊት እንዳወራሁት አይስክሬም ጣፋጭ ነገር ነው አይስክሬም የሚመህ እንግዲህ አብዛኞቹ የሚያገቡትኝ ለህፃናት ነው እንግዲህ በመሰረቱት ጣፋጭ ነገር ለሰው ልጅ ያን ያህል አይመከርም እንግዲህ ሀኪሞችን እንደሚሉት የተለያዩ ሳይንቲስቶችን እንደሚሉትኝ የተለያዩ መምሪያዎችም እንዲሉት እንግዲህ ጣፋጭ ነገር ለሰው ልጅ በይበዛ ጥሩ ነው ምክንያቱም ምንም ጥቅም የለም ተጽዕኖ ስለሚመጣ ማለት ነው። ጣፋጭ ነገር ነው እንግዲህ በተፈጥሮ አልወድም ያው እድገቴ ጋር ተያይዞም ጣፋጭ ነገር ያን ያህል የማግኘት እድላችን ዝቅተኛ እስከሆነ ድረስ ከተማ ስንመጣ ነው ሁሉን ነገር የምናገኘው እና በዛ ላይ እንግዲህ ምንም ጠጽኖ የአይስክሬም ጣፋጭ ነገሮች ኤስክሬምም ትወዳለህ ብትጠይቂኝ ያን ያህል ፍላጎት የለኝም ብዬ ነው የማምነው እኔ እንግዲህ እንግዲህ ህፃናቶች ግን አሁን ልትናቸው በጣም ከምንም በላይ ይወዳሉና ሁሉም ህፃናቶች በሚባል ደረጃ አይስክሬም ሲበሉ ነው የምናያቸው ከዚህ ጋር እየያዙ እንግዲህ ያው ትልቅ ስለሆንኩኝ አይስክሬም ጣፋጭ ነገር ብዙም አልወድም ያው አይስክሪም በተገኙ ወይም በህፃንነታችን ቦታ ላይ እንግዲህ ወይም በነበረበት ጊዜ የምናገኝበት እድል አልነበረም።

ሳንዳል ትለብሳለህ? አዎ ሳንዳል እንግዲህ ከዚህ በፊት እንድትነጋገር ነው እወዳለሁ ሳንዳል በጣም ነው የምወደው ሳንደል። ያው ሳንደል ማለት እንግዲህ ከክፍት ጫማዎች ጋር የተያያዘ ነው። በጣም ጥሩ ነገር ነው። ለምቾትም ለተለያዩ ነገሮችም እንግዲህ ሳንዳል በጣም ቆንጆ ነው ብዬ ነው የማምነው እኔ ተለይ ለመታጠቢያ ክላሶች። ለተለያዩ ለዋለሎች ወደ አድርጋ ቤት አዘው በዚህ ወር ለመንቀሳቀስ ሳንዳል በጣም ጥሩ ነው ብዬ ነው የማስበው። እና ሳንዳል ትወዳለህ? አዎ በጣም ነው የምወደው እኔ በጣም እወዳለሁ አዘወተናለሁ እንዲሁም ለመማር ያለ ክላስ። በዚህ ቅርብ ለቅርብ ለሆነ ነገሮች እንደዚህ በቅርብ ከጎረቤት እዚያ ሲያይድ ሳንዳል ጫማ እለብሳለሁ እና እነሱ ነገሮች ጥሩ ናቸው። ለሙቀት ይከላከል ደስ የሚል ነገራቸው እና ለቅርብ ለቅርብ ነገሮች በጣም እንጠቀመው ብዬ ነው የማስበው። ከድሮ እጠቀማለሁ አሁንም አሁንም ራሱን እጠቀማለሁ

የምትወደው መክሰስ ምንድነው? ያው እንግዲህ መክሰስ ማለት ከምሳ በኋላ የሚበላ ምግብ ቢሆንም። ያው እንግዲ መክሰስ ትንሽዬ። ተቀምሶ ደሞ ለእራት ዝግጁ መሆን ነው። መክሰስ እንግዲህ እዚ ጋራ በየተያዘ እንግዲህ። ይኸው በተደጋጋሚ እንዳወራሁት ጠየኝ ግን መክሰስ ማለት ይሁን ከዳቦ ጋር ተያያዙ ከደረቅ ነገር ከጠየለም ለምሳሌ ከቆሎ የተለያዩ ቆሎች እነሆ አሉ። በትንሽዬው ትኩስ ነገርም ቢሆን አብረው ከዳቦ ጋር ምናምን እነሱ ነገሮች ሲገኙ ደስ ይለኛል እነሱን ተመግቤ። ያው ተንቀሳቅሼ ደግሞ ለእራት ደግሞ እንዘገጃለን ማለት ነው። እና ከዚህ ጋር ተያይዞ ቀላል ምግቦች ቢሆን የኔ ምርጫዬ ነው። ማለት መክሰስ ላይ። መክሰስ ላይ ብዙም የሚያስጀምር እኔ ይሄ ገጠመኝ እንዲሁ ሲያጋጥመኝ ነው። የምበላው እንጂ ያን ያን የመብላት ፍላጎትም የለኝም። ስራ ቦታ ከሆንኩ እራት ነው የምበላው ከምሳ በኋላ። ከዛ ውጪ አልፎ አልፎ ግን አንዳንድ ሰዓት ቁጭ የምልበት መክሰስን እጠቀማለሁ

ውሃ ማምጣት ታውቃለህ አዎ በደንብ አውቃለሁ በደንብ እችላለሁ። ውሃ እንግዲህ ያው ውሃ ከበቅርቡ አብዛኞቻችን ያው እንግዲህ አብዛኛው ጊዜ በውሃ በቅርቡ ከዚሁ ከግቢያችን አለ ከቤታችን ካለ አለ እንግዲህ ካልመጣች ደግሞ በተለያየ ምክንያት ከተቋረጠች በወረፋ ምክንያት በተለያዩ ነገሮች በመብራት መጥፋት በተለያዩ ነገሮች ከጠቆራረጠ ያው እንግዲህ ወደ ወንዝ ወዳለበት ወይ ምንጭ ወዳለበት ግዴታ እየተፈጠረው ነገር ወዳለበት ሂደን ማምጣት አለብን። እና ያው የሚጠጣ ውሀም ይኖራልኝ ራሱን ችሎ ውሃዎችን ቀድተን እናመጣለን ለተለያዩ አገልግሎቶች ከመጣጥ ጀምሮ ለልብስ ማጠቢያ ለተለያዩ ለእቃ ማጠብያወች ለምግብ መስሪያዎች እንጠቀምበታለን ማለት ነው። እንጠቃለን ውሃ ወንጣ ታውቃለህ አዎ በደንብ ነው የማውቀው ድሮም ገጠስ ቀድክ። የእውነት አበቶቻችን ስለሚያዙኝ ግዴታ የውቦቶም ግዴታ ስለሚያዘና ያው እየሄድነ ውሃችን እናመጣለን አሁንም ቢሆን እናመጣለን ውሃ እና ውሃ የማንጣት ፍላጎትም አሁንም አለኝ። በህፃንነቴም ስለምቀዳ አስተዳደጌም በዚህ ልክ ስለሆነ እንግዲህ ገጠር ላይ ትንሽ ውሃ እምናመጣበት ቦታዎች ራቅ ስለሚሉ ከዛጋር ተያይዞ ውሃ ማምጣት እንግዲህ በጣም አዳነ

ማብሰል ትችላለህ አዎ በደንብ ነው የምችለው። ለምሳሌ እንጃ መጋገር ወጥ ማምሰል። ወጥ መስራት የተለያዩ ወጦች መስራት ፍራፍሮች ሊሆን ይችላሉ። የተለያዩ የ የክክ ዘሮች ሊሆን ይችላሉ። ሽርም ሽሮ በተለይ ሽሮ በጣም ቀላል ምግብ ነችና ለተለይ ይሄ ጥቅሞችን እንጠቀመታለን ሽሮን። ኢትዮጵያ አዛኝም ምግብ እንደ ሽሮ ስለሆነ በጣም ቀላል ነሽ ቶሎ ጊዜ አትፈጅም እሷ እሷን ነገር ይመስላል። እና ስማርም እንግዲህ እየሰራሁ እያበሰኩ ስለመጣገብኩ አሁንም ድረስ ያው አመስላለሁ። ግዴታ ያው እንግዲህ ሰው ካልበላ አይሰራም ካልበላ ነው። እና እንዴት ለመሰል ትችላለህ? አዎ እችላለሁ እንግዲህ ይሄ እንዳበስል ያገዘኝ ግን ትምህርት መማሬ ነው። አብዛኞቹ በገጠር ያሉ ምናምኖች አሁን ወጣቶች ምናምን ምብሰልን ብዙም አይችሉትም ያው አልፎ አልፎ የሚችሉ አሉ ግን ብዙ ብዙ የሚችሉ የለም። እንዳበስል ግን የረዳኝ መማር ይሄ ነው። በዚሁ አጋጣሚ መማር በጣም ነገር ያሳውቃል ማለት ነው

ቤተሰብ ምን ያህል ጊዜ ይሰበሰባል? እንግዲህ ቤተሰብ የሚሰበሰብባቸው ግዚያቶች አሉ በብዛት የሚሰበሰቡ እንግዲህ ያው ባዓልን ጠብቀው ነው አብዛኛው የሰበሰቡም ከዛ ውጪ ደግሞ እንግዲህ በስራ ጉዳይ በጣም ማስፈላጊ ውይይት ካለ የሆነ የሚቀየር ሀሳብ አለ ሀሳቡ አብሮ እሜ የምንፈራርመው ሀሳብ አለ አብሮ የምንስማማው ነገር ካለ ያው ይሰበሰብና ሁሉ ፈቅዶ ወዶ የሚያደርገውን የተለያዩ እቅዶችን ያቅዳል። ከዛ ውጪ ደግሞ በተለያየ ማታ ማታ ሻይ ቡና ሊሆን ይችላል ቀለም መሳሳት ሊሆን ይችላል በተለይ የጊዜያቶች እንሰበስባለን ያው እንደ አጠቃላይ ቤተሰብ ምን ያህል ጊዜ ይሰበሰባል። ያው እነግዲህ በምሳ በተለይ በምሳ ሰዓት እራት ላይ አብዛኛው ሰዓት የመሰብሰባችን ጊዜ ነው ብዬ ነው የማስበው። እንግዲህ እኔ እና የተለያየ ጊዜያት ቤተሰብ ይሰበሰባል የራሱን ሀሳብ ጨዋታም ሆነ ገጠመኝ ሆነ እቅዱም ሆነ አጠቃላይ ግቡን የሚያወራበት ገጠመኝ ይኖራል። እና ቤተሰብ በተለያዩ ጊዜያቶች ይሰበሰባል በተለይ በበዓል ሰዓት ደግሞ ባዓል አልፎ አልፎ የሚመጡ ባአሎች አሉ። ከነሱ ጋራ ተያይዞ እንግዲህ በዓላት በጣም ይከበራሉ ቤተሰብ የራሳቸውን ከእርስ ጋር አብረው መብሉ መጠጡ የተለያዩ ነገር አዘጋጅተው የሚቀሩበት ሁኔታ ነው ያለና ቤተሰቡን እናከብራለን ማለት ነው